አመሰግናለሁ ርዕሰ ጉዳዮችን የሚለው ሾርባ እወዳለሁ ወይ ነው ሾርባ እወዳለሁ ወይ ለሚለው ጥያቄ ይመልስ አዎ በደንብ እወዳለሁ። ለምን ቢባል ሾርባ የብዙ ነገሮች ቅልቅል ነው። ወይንም ሾርባ ሲሰራ በውስጡ የተለያዩ ነገሮች አሉ። ለምሳሌ እኔ የማውቀው አይነት ሾርባ ኮረኒ አለው ፓስት አለው ምስጥር የተለያዩ አይነት ቅጠላ ቅጠሎች ጎመን ብለን የምንጣራቸው አሉ። በጣም ብዙ አይነት ነው በትንሹ እስከ ዘጠኝ እስከ አስር አይነት በውስጡ የተለያዩ አይነት ፍራፍሬዎች እጽዋቶች ተክሎችን ስለሚይዝ ለጤናም ተስማሚ ነው። የምግብ ፍላጎታችንም ምንድነው? ተመጣጣኝ ለማድረግ ከሁሉም አይነት ከሁሉም አይነት ምግቦች መውሰድ በጣም አስፈላጊ ስለሆነ። ሾርባ ቆንጆ ነው ብዬ ነው የማስበው እኔም በጣም ነው የምወደው። በተለይ በተለይ ማታ ማታ ሾርባ ጠጥቼ ስተኛ የሚሰማኝ ስሜት በጣም ደስ የሚል ስሜት ነው የሚሆነው። ከብዙ ጊዜ በተለይ ምሳ ሰዓት ላይ ውጭ የምበላ ከሆነም ከመግብ በፊት እሱን ለመጠቀም እሞክራለሁ። ሾርባ ተጠቅሜ እንደ ምንድነው እንደ ምንግብ ፍላጎት ማን ነሳሻ ወስጄ እሱን ከወሰድኩ በኋላ ወደ ሌሎች ምግብ ወይንም ወደ ዋናው ምግብ የሚገባበት ሁኔታ ይኖራል ማለት ነው። ሾርባ ትወዳለህ? አዎ እወዳለሁ

አመሰግናለሁ የዚህኛው ርዕሰ ጉዳይ መነሻ ሀሳባችን የሚሆነው የምትወደው አትክልት ምንድነው የሚል ነው? ብዙ አትክልቶችን እወዳለሁ። በነገራችን ላይ። ነገር ግን ሁለት ጥቅም ያላቸውን አትክልቶች እወዳለሁ በዋናነት አንደኛ ለጤና ትልቅ ጥቅም የሚሰጡ አትክልቶችን ሁለተኛም ደግሞ እንደ ምግብነት የምንጠቀምባቸው አትክልቶች አሉ። ከአትክልቶች ውስጥ ጤና አዳም ብለን የምንጠራው አትክልት አለ። አሁን ለምሳሌ ጤና አዳም ለብዙ ነገሮች መድሃኒት ነው። እንደ ሀገራችን ሁኔታ ማለት ነው። ለምሳሌ ለምን ያገለግለናል? ለራሳችን በሚያመን ሰዓት ከሻይ ጋር ጨምረን ልንጠጣው እንችላለን ከቡና ጋር ጨምረን ልንጠጣው እንችላለን። እንዲህ እንዲህ እያደረግን ጤና አዳምን ለብዙ መድኃኒቶች እንጠቀምበታለን። ከዛ ውጪም ደግሞ ሌሎች ሌሎች ከሌሎች በሽታዎች ጋር የተያዘም ትልቅ የሆነ ጥቅም ነው ያለው ጤና አዳም እንደ አጠቃላይ ማለት ነው። ነገር ግን ብዙ አትክልቶችን እወዳለሁ። በተለይ ይሄ ጎመን ነክ ነገሮች ወይንም ጎመን ዛር ጎመን ያላቸው አትክልቶችን እወዳለው። ለምሳሌ በትልቁ የሀበሻ ጎመን ብለን የምንጠራው አትክልት አለ። በተለይ በተለይ በዝናብ ወቅት ላይ በትልቁ የሚኖር ወይንም በትልቁ የሚበቅል አትክልት ነው። እሱ አትክልት በጣም ለጤና ተስማሚ ነው። ስንበላው ምንም አይነት ውስጣችን ላይ የሚረብሽ ስሜት አይኖረውም። እንዲህ እንዲህ አድርገን ጎመንን እንደ አንድ ልናነሳ እንችላለን። ከዚህ በተጨማሪ ሌሎች አትክልቶች አሉ። ከጎመን ጋር የተያዙ ቆስጣ ጥቅል ጎመን የምንላቸው አትክልቶች አሉ። በተለይ በተለይ እነዚህ ቆስጣ ጥቅል ጎመን የምንላቸው አትክልቶች ብቻቸውንም ከሌሎች ምግቦች ጋርምልንሰራቸው እንችላለን። በተለይ በተለይ ከፍስክ ምግቦች ጋር እንደ ቆስጣ ጎመን ጠቅል ጎመን አይነት ጎመኖችን ከስጋ ጋር ሰርተን በምንመገብበት ሰዓት በጣም ደስ የሚል ጣዕም ነው ያላቸው ወይንም ለሰውም በጣም አስፈላጊና ትልቅ ጥቅም የሚሰጡ ናቸው። እንደ አጠቃላይ እነዚህ አትክልቶች በተለይ በተለይ የጥቅል ጎመን ከስጋ ጋር ጨምረን በምንሰራበት ሰዓት የስጋውን ጣዕም በደንብ ያወጣዋል። ስጋው ደግሞ የጎመኑን ጣዕም በደንብ እንዲገለጥ ያደርገዋል ማለት ነው። ስለዚህ አትክልቶቻችን እንደ አጠቃላይ በጣም ብዙ የምወዳቸው አትክልቶች ይኖራሉ። እንደው ለማንሳት ያክል ነው ለማንሳት ያክል። ጤናዳም ጎመን ጎመን ጥቅል ጎመን ቆስጣን ሰላጣን አነሳን እንጂ ብዙዎቹ አትክልቶቻችን ምወደዱ ናቸው ጠቅማቸውም ጥሩ ነው። በየቀኑ እንደውም ምግቤ ላይ እንዳጣቸሁ አልፈልግም። ቢያንስ ቢያንስ አንዱ ቢያንስ ቢያንስ አንዱን አንዱን ማለቴ ምንድነው? ሌላ ምግብ ላይ ጋር ለብቻ የሚቀርቡ ከሆነ አንዱን አንዱን ቆስጣ በአንደኛው ቀን በቀጣዩ ቀን ጎመን በቀጣዩ በዛኛው ቀን ሳላጣ በየቀኑ እንዳጣቸውም መልፈልጋቸው ምግቦች ናቸው ወይንም የአትክልት አይነቶች ናቸው። ለምን? አንደኛው የመብላት ፍላጎታችን ይጨምራሉ ከሌሎች ምግቦች ጋር አንድ ላይ ቀላቅለን ወይንም ጨምረን በምንበላበት ሰዓት ማለት ነው። ሁለተኛ ደግሞ ለጤናችንም ትልቅ የሆነ ጥቅም ነው ያላችሁ አትክልት በተመገብን ቁጥር የምናገኘው ጥቅምም በዛው ልክ እየጨመረ ስለሚመጣ ማለት ነው። ስለዚህ እነዚህና መሰል አትክልቶችን እጅግ እጅግ በጣም የምወዳቸው አይነት አትክልቶች ናቸው ማለት ነው። ነገር ግን ብዙ አትክልቶች አሉ ለጤናም ለምንም የሚጠቅመው ለምሳሌ ካሮትም ማንሳት እንችላለን። ካሮትም ለብዙ ምግቦች ማጣፈጫ እንጠቀምበታለን። ከአይን ጋር በተያያዘ ከአይን ጋር በተያያዘ ላይን ጥራትም ይሁን ላአይን ጤና በትልቁም ካሮትን የምንመገብበት ሁኔታ ነው ያለው። በተለይ በተለይ ለህፃናት ካሮትን በተደጋጋሚ የሚመገቡ ብቻውን የሚሆን ከምግብ ጋር ተቀላቅሎ ዋናኛ ለምግብ ለአይናቸው ጥራትም ለሌሎች ጤናዎቻቸውንም ለመጠበቅ ያገለግላል። ከዚህም በተጨማሪ ደግሞ ምግቦቻችንን ያጣፍጥልናል በነገራችን ላይ ከሽንኩርት ከሌሎች ጋራ ቀላቅለል በምንሰራበት ሰዓት የምግባችንም ጣዕም በዛው ልክ ይጨምርልናል ማለት ነው። አመሰግናለሁ የምትወደው አትክልት ምንድነው? ለምን በሚለው የረዕሰ ጉዳይ ላይ ለመንሳት የፈለኳቸውን ነጥቦች እነዚህ ናቸው። አመሰግናለሁ

አመሰግናለሁ። በበዕር ወይስ በእርሳስ ትጽፋለህ የሚል ነው የመነሻ ሀሳቡ። በሁለቱም እጽፋለሁ በዋናነት አሁን ላይ ግን አሁን ላይ ግን ያለሁበት ደረጃ በብእር እንድጽፍ የሚያስገድደኝ ነው የምጽፈው ብዙ ጊዜዬን በብእር ነው የሚሆነው። ነገር ግን ነገር ግን በ ህፃንነት ወይም በልጅነት የዕድሜዬ ብዙ ጊዜ እርሳስን ነበር ተጠቅሜ ፊደሎችን የምጽፈው ስዕሎችን የምስለው። አሁን ላይም ቢሆን በተለይ ቤት ላይ ቤት ላይ የምጠቀምባቸው ነገሮች ወይም የምስላቸው ወይም የምጽፋቸው ጽሁፎች ሲኖሩ በቀላሉ ከብእር ይልቅ እርሳስን እመርጣለሁ። ለምን ቢባል እርሳስ በቀላሉ መጥፋት ይችላል። በተጨማሪ አንደኛውን አጥፍተን ሌላ ነገር እዛው ላይ መስራት እንችላለን ስለዚህ ምንም አይነት ብክነት አይኖርም ማለት ነው። እንደ አጠቃላይ ምንም አይነት ምክንያት አይኖርም የወረቀት ብክነት እርሳስን ተጠቅመን ስንሥል ነገር ግን ነገር ግን በእርሳስ በምንጽፍበት ሰዓት ሌሎች ጥቅሞችን እንደምናገኝ ሁሉ የራሱ የሆነም ጉዳትም ይኖረዋል። ምንድነው በቀላሉ የትኛውም ሰው ማጥፋት ይችላል። ስለዚህ ካስቀመጥንበት አንስቶ ህፃናትም የሚሆን ትልልቅ ሰዎች የምንፈልገውን ነገር ወይንም በትክክል ያ ጊዜ ያስቀመጥነውን ነገር ምናልባት ሊሆን ይችላል ወይም ጽሁፍ ሊሆን ይችላል በቀላሉ አጥፍተው እንዲጎዳ የሚያደርጉበት ሁኔታ ይኖራል። ማለት ነው ነገር ግን በስክሪብቶ የምንጽፍበት ሰዓት አንደኛ እኛ እስከእኛ ካልጣልነው በስተቀር ሰው ማጥፋት አይችልም። ወረቀቱ ሲጠፋ ብቻ ነው ወይም የጻፍንበት ደብተር ወይም የጻፍንበት መጽሐፍ ወይም የጻፍንበት ወረቀት ሲጠፋ ብቻ ነው ከእጃችን ሊጠፋ የሚችለው እንጂ በምንም ታምር ያ ወረቀት ወይም ያ ደብተር እያለ የትኛውም ሰው ማጥፋት አይችልም ማለት ነው። ስለዚህ በተለይ በተለይ ትልልቅ የምንፈልጋቸው ነገሮች ሲኖሩ በስክሪብቶ መጻፉና እነዛን ወይም በብእር መጻፉና እነዛን ማስቀመጡ በጣም የተሻለ ነው የሚሆነው። ነገር ግን ቤት ውስጥ የምንሰራቸው ቀለል ያሉ ነገሮች ወረቀት እንዳይባክን የምንፈልግ ከሆነ በተመሳሳይ ደግሞ ህፃናት በምናስረዳበት ጊዜ በተለይ በተለይ በተለይ በጣም ምንድነው ከታች ያሉ ተማሪዎች በምናስረዳበት ጊዜ ከስክሪብቶ ይልቅ እርሳስ ብንጠቀም ጥሩ ነው። እኛም እርሳስ ይዘን ስናሳያቸው እነሱም ያንን እርሳስ ሲጠቀሙ ምን ያደርጋሉ ማለት ነው? ቢሳሳቱ እንኳ ወዲያው ወዲያው እያጠፉ እያስተካከሉ ስህተታቸውንም ቶሎ ቶሎ እያረሙ ስህተታቸውን እያረሙ ምን ማድረግ ይችላሉ። ተደጋጋሚ ብዙ ጽሁፎችን መጻፍ ይችላሉ ጽሁፎችን መለማመድ ይችላሉ። ምንም አይነት ችግር ሳይፈጠር ወይም ምንም አይነት ምክንያት ሳይኖር ልጆች የሚፈልጉትን ነገር መማር ይችላሉ ማለት ነው። ስለዚህ እንደ አጠቃላይ እንደ የትምህርት ደረጃችን እርሳስ ልንጠቀም እንችላለን ብእር ልንጠቀም እንችላለን እርሳስ ስንጠቀም በተለይ ለህፃናት መጻፍ ገና እየተለማመዱ ላሉ ህፃናት ከብእር ይልቅ እርሳስ መጠቀም በጣም ጥሩና ትክክለኛው ነገር ነው የሚሆነው። ነገር ግን ከፍ እያለን ስንሄድ እንደዚህ አይነት ችግሮች ብዙ ስለማይኖሩብን በትክክል መጻፍ የምንችል ሰዎች ነን። ምክንያቱም በትምህርት የምናሳልፋቸው ጊዜዎች ረጅም ስለሚሆኑ ማለት ነው ይህንን ታሳቢ አድርገን ከእርሳስ ይልቅ ብእርን መጠቀሙ የተሻለ ነው የሚሆነው ማለት ነው። እንደ አጠቃላይ ስለዚህ በብእር ወይስ በእርሳስ ትጽፋለህ? ለሚለው ጥያቄ የእኔን ስመልስ ላይ ባለሁበት በዋናነት ብእርን ነው የምጠቀመው። ነገር ግን ልጆችን በማስጠናበት ሰዓት ወይም ልጆችን በማስተምርበት ሰዓት ቤት ውስጥ በተለይ እርሳስ እጠቀማለሁ። ከዚህ በተጨማሪም ደግሞ ስዕል በምስልበት ሰዓት በቤት ውስጥ የተለያዩ አይነት ስዕሎችን በምስልበት ሰዓት ሥዕሎቹ ላይ ምናልባት ማስተካከል የምፈልገው ነገር ሲኖር ወይም ማጥፋት የምፈልገው ነገር ሲኖር እስክሪብቶ ከእስክሪብቶ ይልቅ እርሳስ እመርጣለሁ። እርሳስ እመርጥና ምን አደርጋለሁ በእርሳሱ አማካኝነት የምጽፈውን ነገር ወይም የምጽፈውን ወይም የምስለውን ሰእል እጽፋለሁ ማለት ነው። በዋናነት ስለዚህ ብእርን ነው የምጠቀመው። ግን ቤት ውስጥ እና አንዳንድ ህፃናትን ሳስጠናም ወይም ስዕሎችን ስስል ማጥፋት የምፈልጋቸው ነገሮች ሲኖሩ በእርሳስ እጠቀማለሁ። ይህን ነው ለማለት የምፈልገው አመሰግናለሁ

አመሰግናለሁ አስተያየት መቀበል ትወዳለህ ወይ የሚል ነው? ርሳችን የሚለው አስተያየት መቀበል በጣም ከሚወዱትና ከሚፈልጉት ሰዎች መካከል ነኝ ብል ማጋነን አይሆንም። ለምን? ያው ሰው አይደለን ጥሩም ነገር እንሰራለን መጥፎም ነገር እንሰራለን በአጠቃላይ ስለዚህ ጥሩ ነገር ስሰራ። አስተያየት በምንቀበልበት ሰዓት ተበረታተን ወይንም የሚሰጠን አስተያየት አበርትቶን ከዛ የተሻለ ወደፊት ደግሞ ከዛ ገዘፍ ያለ ነገር ለመስራት ያገለግለናል። ሌላኛው ደግሞ ምናልባት ስህተት የምንሰራ ከሆነ ወይም ደግሞ ጥሩ ደስ የማይሉ ነገሮችን የምንሠራም ከሆንም በተመሳሳይ አስተያየት መቀበሉ ጥሩ ነው። የሚሆነው ለምን ቢባል አስተያየት በተቀበልን ቁጥር ራሳችንን ለማሻሻል ወደፊት የተሻለ ስራ ለመስራት ስህተቶቻችንን አርመን ወደፊት የተሻለ ሰው ለመሆን ያገለግለናል ማለት ነው ስለዚህ አስተያየት መቀበል በጣም ነው የምወደው። ብዙ ጊዜ እንደውም ምንድነው የማደርገው? አንድ ስራ ሰርቼ ስጨርስ በተለይ ተማሪዎችን በማስተምርበት ሰዓት አስተያየት መቀበል እወዳለሁ። መሃል ላይ እቀበላለሁ ምናልባት ያ የማስተምርበት ግዜ ሳያልቅ መሃል ላይ እቀበላለሁ ከዛ በኋላ ደግሞ መጨረሻም ላይ እቀበላለሁ ለምንድን ነው መሃል ላይ የምቀበለው? ምናልባት ባሳለፍኳቸው ጊዜዎች ያልተመቻቸው ነገር ካለ ደስ ያላላቸው ነገር ካለ እነሱን አርሜ ቀጣይ ለሚኖሩን ጊዜያቶች እነሱ በሚፈልጉት መልኩ ለማስኬድ ይጠቅመኛል ራሴንም ለማሻሻል ያግዘኛል። መጨረሻ ላይ ደግሞ መሃል ላይ የሰጡኝ አስተያየቶች አሉ። መጨረሻ ላይ የሚሰጡኝንም አስተያየቶች አይቼ ከመሃል ላይ ከሰጡኝ ጋር አወዳድራለሁ መሃል ላይ የሰጡኝ አስተያየት ይሄ ይሄ ነበር መጨረሻ ላይ የሰጡኝ አስተያየት ይሄ ነበር የሚለውን ማለት ነው። እነሱን አወዳድርና የመጨረሻው አስተያየት ከመሀለኛው አስተያየት የተሻለ ከሆነ ስለዚህ ራሴን ማሻሻል ጀምሬያለሁ ማለት ነው። ከዚህ በኋላ በዛ መልኩ ቀጥዬ ልጆችን በሚያስተምር ሁኔታ ልጆችን በሚያሻሽል ሁኔታ ራሴን ማነጽ እና ራሴን ማስተካከል አለብኝ የሚለውን ነገር እወስዳለሁ ማለት ነው። ነገር ግን አሁንም ተመሳሳይ አስተያየት የሚመጡ ከሆነ ተመልሼ ራሴን እንድፈትሽና ሌሎች መንገዶችን ተከትዬ ደግሞ እነሱ ወደሚፈልጉት አቅጣጫ ለመግባት ያግዘኛል ማለት ነው። እንደ አጠቃላይ ስለዚህ አስተያየት መቀበል ትወዳለህ ለሚለው ጥያቄ ቀጥታ ለመመለስ ያክል አዎ አስተያየት መቀበል እወዳለሁም። አስተያየት መቀበልም እፈልጋለሁ በጣም ብዙ ሰዎች አስተያየት ቢሰጡኝ በጣም ደስ ይለኛል። ከደንበኞችም አብረውኝ ከሚሰሩ ሰዎችም አስተያየት መቀበል እወዳለሁ አስተያየት እንዲሰጡኝም እገፋፋለሁ በነገራችን ላይ ምን ታየህ? ምን ደካማ ጎን አየህብኝ ምን ጠንካራ ጎን አየህብኝ? በተለይ በተለይ ደካማ ጎኔን ጋር በተያያዘ ምን ወይ ደካማ ጎን አሉብኝብኝ በምን መልኩ ባሻሽላቸው ትመክረኛለህ? እንዲህ እንዲህ አይነት ነገሮችን ለመቀበል እሞክራለሁ ማለት ነው። በተመሳሳይ መስጠት ላይም ጥሩ ነኝ ብዬ አስባለሁ አስተያየት እሰጣለሁ በተወሰነ ደረጃ ማለት የሰዎቹን ባህሪ አይቼ ማለት ነው እንደሚታወቀው አንዳንድ ሰዎች ምንም አይነት አስተያየት። እንዲሰጡ የማይፈልጉ አሉ ያ ማለት ምንድነው? ጥሩም ነገር ይሁን መጥፎ ነገር አስተያየት መቀበል የማይፈልጉ ሰዎች አሉ። ለነዛ ሰዎች ብንሰጣቸው መቀያየም ነው የሚሆነው ግን አስተያየት መቀበል የሚወዱ ሰዎች እንደኔ አይነት ተመሳሳይ ባህሪ ላላቸው ሰዎች ምንድን የማደርገው ሳይጠይቁኝም አስተያየት ቀድሜ እሰጣለሁ። በተመሳሳይ ደግሞ አስተያየት ምን አስተያየት አለ ብለው የሚጠይቁኝም ሰዓት በተመሳሳይ የሚታየኝን የሚታየኝን ይሄ ይሄ ይሄ ጠንካራ ጎን አለ። ይሄ በዚህ መልኩ ይቀጥል። በተቃራኒው ደግሞ ይሄ ነገር ድክመቶችህ ናቸው። በተቻለ መጠን እነዚህን ድክመቶችህን በዚህ በዚህ መልኩ ብታስተካክላቸው እና ብታሻሽላቸው ከጠንካራ ጎኖቹ ጋር ተደምረው ምን ማድረግ ይችላሉ? አንተን ትልቅ ቦታ ማድረስ ይችላሉ። ስለዚህ እነዚህን ነገሮች አድርግ የሚለውን ነገር አስተያየት ለመስጠት እሞክራለሁ ማለት ነው። ስለዚህ አስተያየት መቀበል ብቻ ሳይሆን አስተያየት ለመስጠትም ለሚፈልጉ ሰዎች በተለይ ለሚጠይቁኝ ሰዎች በደንብ እሰጣለሁ። እኔ ግን በደንብ መቀበል ከሚወዱት ወገን ነኝ። ሁሉም ሰው አስተያየት እንዲሰጠኝ እፈልጋለሁ ጠንካራ በተለይ በተለይ ደካማ ጎኔ ጋር በተያያዘ አስተያየት መቀበል በጣም ከሚወዱ ሰዎች ነኝ። አመሰግናለሁ

አመሰግናለሁ ዳቦ ማብሰል ትችላለህ ወይ? ነው የሚለው መነሻ ሀሳባችን የውይይቱ ዳቦ ማብሰል ያው ዳቦ ማብሰል በተወሰነ ደረጃ እችላለሁ ብዬ መናገር እችላለሁ ለምንድነው እንደዛ ያልኩት። ምናልባት አንዳንድ ሰው በትልቅ ደረጃ ዳቦ ማብሰል ይችል ይሆናል ነገር ግን ሌላ ሌላው ሰው ደግሞ ለራሱ ፍጆታ የሚሆን ወይም ለራሱ አገልግሎት ብቻ የሚሆን ዳቦ ማብሰል ወይም ዳቦ መጋገር የሚችል ሰው አለ እኔ ከሁለተኛው ወገን ነኝ ብዬ ነው የማስበው። በተወሰነ ረጅም ዳቦ በጣም ባለሙያ ባልሆንም ወይም እንደ ትልልቅ በስልጠና ተምረው እንደሚጋግሩት ባለሙያዎች ባልሆንም ባሉኝ እቃዎች ወይም ቤት ውስጥ ባለኝ ምጣድ ወይም ቤት ውስጥ ባለኝ ዳቦ መጋገሪያ አማካኝነት ለእኔና ለቤተሰቤ ለቤተሰቦቼ ማለትም ለልጄና ለባለቤቴ የተወሰነ ምግብ ለመስራት ዳቦ ለማብሰል እሞክራለሁ። ብዙ ጊዜ የሚወዱት አለኝ የኔን ዳቦ በምጋግርበት ጊዜ ወይም በማበስልበት ጊዜ በተለይ በተለይ ልጆቼ በጣም ነው የሚወዱት እና አንደውም እኔ ባበስልላቸው ሁሉ ደስ ይላቸዋል ብዙ ጊዜ እና በተቻለ መጠን ነፃ ሰዓት በማገኝበት ሰዓት ዳቦ ለማብሰል እሞክራለሁ። ለልጆቼም ለቤተሰቤም ከዚህ በተጨማሪ እንደሚታወቀው ኢትዮጵያውያኖች በብዙ በዓላቶች ላይ ዳቦ የማብሰል ወይም ዳቦ የመጋገር ባህል አለን። ለዚህ ምንድነው የማደርገው? ከዛ በተሻለ ሁኔታ ለቤት ለልጆቼ ከምጋግርበት በተሻለ ሁኔታ ከባለቤቴ ጋርም ተረዳድቼም ይሁን ወይም ተጋግዤ ከባለቤቴ ጋራ በጋራ ከዛ ደረጃው ከፍ ያለ ዳቦ ከእኛ አልፎ ሰውንም በዓሉን አብረን በጋራ የምናከብራቸው ሰዎች ጋር በጋራ ልንጋራ የምንችለው አይነት ማዕድ ወይም ዳቦ ለማብሰል እሞክራለሁ ማለት ነው። ስለዚህ ዳቦ ማብሰል ትችላለህ ለሚለው ጥያቄ ቀጥታ ለመመለስ ያክል በተወሰነ ደረጃ አዎ ግን በጣም ባለሙያ የምባል አብሳይ አይደለሁም። ወይም በጣም አብሳይ የሚባል ሰው አይደለሁም በተወሰነ ደረጃ ለኔም ለቤተሰቤም የሚሆን ዳቦ ለማብሰል እሞክራለሁ። ጥፍጥናው በዛው ልክ ላይሆን ይችላል ወይም ጣፋጭነቱ በትልቅ ከትልልቅ ዳቦ ቤት እንዳሉት ጋጋሪዎች በዛ ልክ ጣፋጭ ላይሆን ይችላል። ነገር ግን በተወሰነ ደረጃ ለልጆቼ ጣፋጭ እንደሆነ ይነግሩኛል ያው አንዳንዴ ራስ ለራስ መመስከር ትንሽ ያስቸግራል ነገር ግን እነሱ ጣፋጭ እንደሆነ ሁሌ ብጋግርላቸው ወይም ባበስልላቸው ደስ እንደሚላቸው ይነግሩኛል ባለቤቴም በተመሳሳይ ማለት ነው። ነገር ግን ዳቦ ስናበስል ጥንቃቄ ማድረግ ያለብን ነገሮች አሉ። እንደሚታወቀው ዳቦውን የምናበስለው እሳት ላይ ነው ወይም በኤሌክትሪክ ወይም በእንጨት ከሚነድ እሳት ላይ ነው ስለዚህ ያን በምናደርግበት ሰዓት ጥንቃቄ ያስፈልገናል። ትንሽ ስህተት ብንሰራ ቃጠሎ ሊፈጠር ይችላል በእኛ ላይ በአጠቃላይ በምንጠቀማቸው በምንጠቀማቸው ጥሬ እቃዎች ላይ ወይም እቃዎች ላይ ማለት ነው። ስለዚህ ስንጋግር ጥንቃቄ ማድረግ አለብን ወይም ዳቦውን ስናበስል ጥንቃቄ ማድረግ አለብን። ከዛም በተጨማሪ ጥሩ ዳቦ ወይም ቆንጆ ዳቦ ማብሰል የምንፈልግ ከሆነ ደግሞ ከምንገዛው ዱቄት ጀምሮ ጥንቃቄ ማድረግ አለብን ዱቄቱ ቆንጆ መሆን አለበት። ዱቄቱ ጋር የምንጨምረው ተጨማሪ ነገር ደግሞ በተመሳሳይ እሱም ቆንጆ መሆን አለበት። ካልሆነ ዱቄቱና የሚጨማመሩት ነገሮች ጥሩ ካልሆኑ በምንም መልኩ አብሳይ ብንሆን እንኳን ጥሩ ዳቦ መጋገር አስቸጋሪ ሊሆን ይችላል። ስለዚህ ዳቦ ማብሰል እነዚህን ሁሉ ደረጃዎች ያልፏል ማለት ነው። በጥንቃቄ ከመስራት ወይም የሚያስፈልጉትን ጥሬ እቃዎች ከመግዛት ጀምሮ ይቅርታ እስከመጨረሻው ድረስ ያለውን ደረጃ ይይዛል። እነዚህን ሁሉ በትክክል ካለፍን በጥሩ መካከለኛ የሆነ ዳቦ ማብሰል እችላለሁ የሚለውን ነገር ለመናገር ነው። አመሰግናለሁ

እሺ አመሰግናለሁ በአንድ ግዜ ብዙ ስራዎችን ታስተናግዳለህ የሚል ነው። መነሻ ሀሳባችን በተቻለ መጠን። ያው በአንድ ጊዜ አንድ ስራ ቢሰራ መርህ እመርጣለሁ ነገር ግን ደግሞ እንደዛ እንድሰራ ወይም በአንድ ጊዜ ብዙ ስራ እንድንሰራ የምንገደድባቸው ሁኔታዎች ይኖራሉ። ለምሳሌ ምን ማንሳት እንችላለን? እያነበብን የሆነ ነገር መስማት ሊኖርብን ይችላል እያነበብን መጻፍ ሊኖርብን ይችላል። እንዲህ እንዲህ አይነት ነገሮች አሉ። ስለዚህ በአንድ ጊዜ ሶስት አራት ስራዎች መስራት ልንገደድ እንችላለን። ነገር ግን ውጤታማ የምንሆነው በእኔ እሳቤ በአንድ ጊዜ ብዙ ስራዎችን ብናስተናግድ ወይም በአንድ ጊዜ ብዙ ስራዎችን ብንሰራ በአንድ ጊዜ አንድን ስራ እዛ ላይ ትኩረት አድርገን ብንሰራ ያንን ስራ በውጤታማነትና በአጭር ጊዜ ጨርሰን ወደ ሌሎቹ ስራዎች ብንሄድ እመረጣለሁ። ነገር ኝ ደግሞ እንደየሁኔታው በአንድ ጊዜ ብዙ ስራ የምንገደድም መስራት የምንገደድበት ሁኔታ ሊኖር ይችላል። ለምሳሌ ቤት ውስጥ ማንሳት እንችላለን ቤት ውስጥ ለልጆቻችን ምግብ እያበሰልን ሊሆን ይችላል ምግብ እያበሰልን ጎን ለጎን ልጆቻችንን ማብላት ሊኖርብን ይችላል ጎን ለጎን ልጆቻችንን ልብስ ማልበስ ሊኖርብን ይችላል ጎን ለጎን ምግብ ከማብሰል በተጨማሪ እቃ ማጠብ ሊኖርብን ይችላል የግል ንሕጽናቸውን መጠበቅ ሊኖርብን ይችላል ስለዚህ እንደዚህ እንደዚህ አይነት ስራዎች በሚኖሩበት ሰዓት በአንድ ጊዜ ብዙ ስራዎችን ልናስተናግድ እንችላለን። ነገር ግን ደግሞ ምንድነው የሚባል አባባል አለ አስር ያባረረ አንድም አይዝ እንደዚህ የሚባል አባባል አለ። ግን አስሩንም ይዘን ወይም አስሩንም ስራ ይዘን አንዱንም ውጤታማ ማንሆን ከሆነ ደረጃ በደረጃ መስራቱ ይመረጣል። ለምን ለአስሩ ስራ ምናልባት ዘጠኙን ስራ አበላሽተን አንዱን ስራ የምንሰራ ከሆነ ያ ትክክል አይደለም። በተቻለ መጠን ጊዜ ወስደን እያንዳንዱን ስራ የተለያየ ጊዜ መድበን ለእያንዳንዱ ስራ በተለያየ በመደብነው ጊዜ መሰረት ብንሰራ እሱ ነው ተመራጭ እና የተሻለ የሚሆነው። ግን ደግሞ ነገሮች የሚያስገድዱን ከሆነ በአንድ ጊዜ ብዙ ስራ እንሰራለን። በጣም ብዙ ሰዎች አሉ በነገራችን ላይ እንደዚህ አይነት ችሎታ ያላቸው ሰዎች አንዳንዴ ትልቅ በጣም ትኩረት የሚፈልግ ስራ እየሰሩ ነው ግን ከጎናቸው ምናልባት ሌላ ሰው የሚያወራ ሰው ሊኖር ይችላል ያንን ወሬ አንድም ነገር ሳይለቁ ስራቸውን እየሰሩ የሚሰሙበት ሁኔታ ይኖራል። ስለዚህ ጆሯቸውም እየሰራ ነበር ማለት ነው። አይናቸውም እየሰራ ነበር ማለት ነው። እጃቸውም እየሰራ ነበር ማለት ነው። እንደዚህ እንደዚህ አይነት ሰዎች በጣም ጥሩ ናቸው ወይም ጥሩ ልምድ ነው ሁሉም ሰው ቢያዳብረው ጥሩ ልምድ ነው ብዬ አስባለሁ። ብዙ ስራዎችን በአንድ ጊዜ በሰራን ቁጥር ለያንዳንዱ ስራ የሚወስድብንን ጊዜ ይቀንስልናል ማለት ነው። ነገር ግን ደግሞ ብዙ ስራዎችን በአንድ ጊዜ መስራት አለብን ብለን ውጤታማ ያልሆነ አንድም ስራ የምንሰራ ከሆነ ያው ደግሞ አስቸጋሪ ነው የሚሆነው። ስለዚህ እንደየችሎታችን መጠን በአንድ ጊዜ ብዙ መስራት የሚችል ሰው ካለ ሁሉንም በውጤታማነት መፈጸም የሚችል ሰው ብዙ ስራዎችን መስራት በጣም አዋጭና ጥሩ ነው ብዬ ነው የማስበው። ነገር ግን ደግሞ በአንዴ የምናመጣው ችሎታ ወይም ልምድ አይደለም ይሄ በጊዜ ሂደት የሚመጣ ነገር ነው። ስለዚህ በጊዜ ሂደት የሚመጣ ከሆነ መጀመሪያ ላይ ስንጀምር በአንድ ስራ ለምደን ከሆነ ነገር ግን በአንዴ ሶስት አራት ስራ ይዘን የምንሰራ ከሆነ በአንድ ጊዜ ሶስቱንም ወይም አራቱንም ስራ ውጤታማ ላንሆን እንችላለን። ምናልባት ከሶስቱ ወይም ከአራቱ ስራ አንዱ ብቻ ውጤታማ ሊሆን ይችላል። ያ ደግሞ ምንድነው የጉልበት ብክነት ነው የሚያመጣው አራቱንም ለመስራት ወደዛ ወደዚህ ስንል የምናባክነው ጊዜ አለ የምናባክነው ጉልበት አለ። ነገር ግን የምንፈጽመው አንዱን ብቻ ከሆነ እሱ ትንሽ አስቸጋሪ ነው የሚሆነው ማለት ነው። ስለዚህ በአንድ ጊዜ ብዙ ስራዎችን ታስተናግደለህ የሚለውን ጥያቄ ለመመለስ ያክል እንደየሁኔታዎች ለማስተናገድ እሞክራለሁ። ብዙ ጊዜ ግን በአንድ ጊዜ አንድን ስራ በውጤታማነት መፈጸም ከሚሉት ወገን ነኝ እሱን ከጨረስኩኝ በኋላ ጊዜ መድቤ ወደ ሌሎች ወይም ወደ ተጨማሪ ስራዎች ብንሄድ ብዬ ነው የምመክረው ሰውንም እኔም በዛ መልኩ ነው የምጋራው ነገር ግን ሁኔታዎች ካስገደዱኝ በአንድ ጊዜ እስከ ሶስት አራት ስራዎች ድረስ የምሰራበት ሁኔታ አለ። ከዚ በፊትም የሰራሁባቸው ጊዜዎች አሉ ማለት ነው። አመሰግናለሁ

አመሰግናለሁ የምትወደው ቀለም ምንድነው? የሚል ነው። መነሻ ርዕሳችን የሚለው እንደሚታወቁ ብዙ ቀለማት አሉ በዋናነት ግን ወደ ጥቁር አደላለሁ ብዬ አስባለሁ ወይንም ጥቁር ቀለምን እወዳለሁ። በኔ እሳቤ እንደው ብዙ ጊዜ የምገዛቸው ነገሮች ተቆር ያሉ ነገሮችም እወዳለሁ። ልብሶችን ስገዛ በተለይ ጃኬት ቲሸርት ሸሚዞችን ስገዛ ጠቆር ያሉ ከለሮችን እመርጣለሁ። አሁን ሳይሆን ከዚህ በፊትም የነበረ ልምድ ነው። እንደ አጠቃላይ ሌሎች እቃዎቹንም ስገዛ ሌሎች እቃዎቹንም ምናልባት ቤት ውስጥ የምጠቀማቸው ሳህኖች መጠቀም የሌሎች ሌሎች የኤሌክትሪክ ሀይል የሚጠቀሙ እቃዎችንም በምንወስድበት ሰዓት ጠቆር ያሉ ነገሮችን እመርጣለሁ። ለጠቆር ያለ ከለር ምርጫዬ ነው ማለት ነው። እሱን የምመረጥበት ብዙ ምክንያቶች አሉኝ አንደኛው ከሌሎች ከለሮች ይልቅ ጠቆር ያለ ከለር ቆሻሻ የመቻል ነገር አለው። ለምሳሌ አንድ ጥቁር ቀለም ያለው ሱሪ እና አንድ ነጭ ቀለም ያለው ሱሪ። ተመሳሳይ ቀናት ብንለብሳቸው ያኛው በጣም የተጋነነ ቆሻሻ ይይዛል። ነጩ ቀለም ጥቁር ጥቁር ቀለም ያለው ሱሪ ግን ምንድነው ቢቆሽሽ እንኳን ከቀለሙ ጋር ስለሚመሳሰል ለሰው ግልጽ የማይሆንበት ሁኔታ አለ ማለት ነው። መቆሸሹ እንኳን የማይታወቅበት ሁኔታ አለ። ስለዚህ ከዚህ ከዚህ አኳያ ተመራጮች ናቸው። ጥቁር ቀለም ምናልባት አንደኛው ምክንያት እሱ ሊሆን ይችላል። ሁለተኛው ደግሞ ያው ብዙ ደመቅ ያለ ነገር አልወድም። መሰለኝ ደመቅ ያለ ማለት በጣም የተብረቀረቀ ነገር የሰው ይታን የሚስብ ወይንም ምንድነው የሰው እይታን የሚማርክ አይነት ከለር ብዙ ወዳጅ አይደለሁም። ያው ጥቁር ሲባል በ ብዙ የመሳብ ነገር ስለሌለው ወደ ጥቁር አመዝናለሁ። ግን ብዙ ሰዎች ደግሞ ጥቁሩን ከሀዘን ጋር ያገናኝታል እንደሚታወቀው አንድ ሰው ጥቁር ቀለም ያለው ልብስ ከለበሰ እንደዚህ እንደዚህ የሀዘን ምልክት ተብሎ ይታሰባል። በተለይ እንደ ኢትዮጵያ ማለት ነው። ለምንድነው እንደ ሀዘን ምልክት ተብሎ የሚታሰበው? ብዙ ሰዎች ሀዘን ሲደርስባቸው የሚለብሱት ጥቁር ልብስ ነው። ወይንም ሀዘናቸውን የሚገልጹት ሙሉ ከላይ ከላይ የሚለብሱትም ከታች የሚለብሱትም ልብስ ምንድነው የሚሆነው ጥቁር ቀለም ያለው ልብስ ነው። የሚለብሱት በዋናነት እንደዚህ በሚያደርጉበት ሰዓት እንደ ሀዘን መገለጫ ይቆጠራል የጥቁር ለብስ ማለት ነው። ስለዚህ ብዙ ሰው ጥቁር ልብስን ከሀዘን ጋር ያገናኘዋል። እንደውም ብዙ አጋጣሚዎች አሉኝ እኔ ቀደም ብዬ እንዳወራሁት የምወደው ቀለም ጥቁር ቀለም ነው። ወይንም ምገዛቸው ልብሶችም ጥቁር ቀለም ያላቸው ልብሶች ናቸው። እንደዛ ሆኖ የሆነ ጊዜ ላይ ምንድነው የሚያጋጥመኝ እኔ ለኔ ኖርም ምንድነው የተለመደ ነው። ጥቁር ቀለም ያለው ልብስ መልበስ በአጋጣሚ ከላይም ጥቁር ልብስ ለብሻለሁ ሸሚዝ የለበስኩት ከታችም ሙሉ ጥቁር የሆነ ሱሪ ነው ያደረኩት ጫማ ላይም ስመጣ ጥቁር ቆዳ ጫማ ነበር ያደረኩት። እንደዛ ሲሆን በጣም በተደጋጋሚ በጣም በተደጋጋሚ ብዙ ሰዎች ምንድነው ምን ተፈጠረ መንከል ምን ደርሶብህ ነው አይነት ነገር የሚል ጥያቄዎችን ለማንሳት የሚሞክሩበት አግባብ አለ ማለት ነው። ከዛ በኋላ ራሴን ለመስተካከል ሞከርኩኝ ማለትም ጥቁር ቀለም ምወደው ቀለም ቢሆንም። ምናልባት ሱሪ ጥቁር በጣም ተቆር ያለ ሱሪ ለብሼ ከሆነ ከላይ ብዙ ተቆር ያላለ ወይንም የሀዘን ሊመስል የማይችል ሸሚዝ ማድረግ ወይንም ቲሸርትም ከሆነ በተመሳሳይ ከላይ ጠቆር ያለ ቲሸርት አድርጌ ከሆነ ሱሪዬም በጣም ጥቁር ያልሆነ ወይንም ከጥቁር ትንሽ ነጣ ያለ ከለሮችን የመልበስ ነገር አመጣው ያ ምንድነው ሰዎች ከሚያነሱት ጥያቄ ተነስቼ ነው ማለት ነው። ስለዚህ በአጠቃላይ ጥያቄውን ለመመለስ ያክል የምትወደው ቀለም ምንድነው? ሚለው የምወደው ቀለም በዋናነት ጥቁር ቀለም ነው። የምገዛቸውም እቃዎች የምለብሳቸውም ልብሶች ብዙ ጊዜ ጥቁር ቀለም ወይንም ጥቁር ወደ ጥቁር እኛ የሚያመዝን ቀለም ያላቸው ልብሶችን እና ቤት ውስጥ የምጠቀማቸው እቃዎች በሙሉ እንደዛ አይነት ናቸው ማለት ነው። አመሰግናለሁ

አመሰግናለሁ አዲስ አመትን እንዴት ታከብራለህ የሚል ነው ጥያቄው? አዲስ አመት በጣም ከምወዳቸው በዓላቶች መካከል አንደኛው ነው። ለኔ ለምን አዲስ አመት በመጣ ቁጥር። አዲስ ተስፋ አዲስ ራዕይ አዲስ ነገር ነው። የሚታየኝ ብዙ ጊዜ ብዙ ጊዜ እንደዚያ አይነት ነገሮች ነው የሚታዩኝ። አዲስ አመት ጋር በተያያዘ ብዙ ጊዜ ለምንድነው ምወደው? በአዲስ አመት አዳዲስ እቅዶችን አቅዳለሁ ብዙ ጊዜ። በዚህ አመት ይህንን አሳካለሁ በዚኛው አመት ይህንን አሳካለሁ እንዲ እንዲ አይነት እቅዶችን አቅዳለሁ። በዚህም ምክንያት አዲስ አመትን በጣም በትልቁ ነው የምወደው። ወይንም አዲስ አመትን በጣም ከምወዳቸው በዓላቶች መካከል ነው። ወይንም ለኔ የበአል ዋና ወይም የበአል አውራ ሚባል አይነት። በዓል ነው እሱንም በተለያየ መንገድ ነው ማከብረው። ነፃ ከሆንኩኝ እና ስራ ከሌለኝ ወይንም ስራ ፍቃድ የማገኝ ከሆነ ከ ቤተሰቦቼ ጋር ማክበርን እመርጣለሁ። ቤተሰቦቼ ስል ከወላጆቼ ከእናት ከአባት ከእህት ከወንድም ጋር ሰብሰብ ብሎ ማክበርን አዲስ አመትን እወዳለሁም ብዙ ጊዜ አደርገዋለሁ። የስራ ጉዳይ ካልያዘኝ በስተቀር ማለት ነው። ወደ ቤተሰቦቼ ቤት እጓዛለሁ። ከእዛ ቤተሰቦቼ ጋር ጊዜ አሳልፋለሁ። የተለያዩ ነገሮች በማድረግ እናከብረዋለን። የመጀመሪያው በአላ በዓሉ ከመድረሱ በፊት እቅዶቻች እንጋራለን ምን አሰብክ በእዚኛው አመትም አሰብክ በእዚኛው አመት ምን አሰብሽ የሚለውን ነገር? እቅዶቻችን እንጋራን ይሄ በዚህ መልኩ ቢሆን ደግሞ የተሻለ ነው የሚል ደግሞ አስተያየት እንሰጣጣን እዚያው ላይ። ከዛ በኋላ አዲስ አመትን አሁን በተለያየ መንገድ ነው ምናከብረው እንደሚታወቀው። በ በጠዋት የሚደረገው የእኛ ባህል ምንድን ነው? ዶሮ መስራት ነው ዶሮ ለሊት ላይ ይሰራል። የኢትዮዽያ የእንግዳ መቀበያ ወይም የኢትዮዽያ ለየት ያለ ነገር የሚሆነው ዶሮ ነው። ዶሮን በ ጠዋት እንሰራለን ዶሮ በጠዋት ይበላል። ከዛ በኋላ እንኳን አደረሳቹ ይባባላል ሰው በስልክም በአካልም በየቤቱ እየሄደ እንኳን አደረሳቹ እንኳን ለዚህ አመት በሰላም ደረሳቹ እንኳን አ እንኳን ከክረምት ወደ በጋ አሸጋገራቹ እየተባለ። መልካም ምኞቱን ይገላለፃል። ከዛ በኋላ ምንድነው ሚሆነው? በጣም ከ ቅርብ ከሚሆኑ ዘመዶች ጋር ወይንም በጣም ቅርብ ከሚሆኑ ወ ወዳጆቻችን ጋር። የጋራ ቡና ይጠጣል የጋራ ቡና ማለት። እንኳን አደረሳቹ ተባብሎ ምንአልባት ጠዋት ሶስት ሰዓት ላይ አንደኛው ቤት ቡና ይፈላል እዛ ላይ። ጨዋታው አለ ሁሉም ነገር አለ ጨዎታውን እየተጫወትን። ሚቀየ ያለውን ቤት ያፈራውን እየተቀማመሰ። አብሮ የተወሰነ ጊዜ ያሳልፋል። አሁንም ሌላኛው ሰው ቤት ላይም በተመሳሳይ ሰው ይሄዳል። ከዚያ በኋላም ይቀጥላል ምንምን ነገሮች አሉ የሚለውን ነገር ያያል። ከዚያ ቤትም በተመሳሳይ ቡና ይፈላል። ማዕድ በጋራ ይቆረሳል። እንደዚህ እያደረግን ሙሉውን ቀን በጋራ ነው ሚከበረው በዋናነት ማለት ነው። ከዚህ በተጨማሪ ደግሞ አቅም የሌላቸው ሰዎች ይኖራሉ አቅም የሌላቸው ሰዎች ማለት አዲስ አመትን ብዙ ጊዜ በእኛ ባህል መሰረት በዕርድ እርድ ነው የሚከናወነው። ስለዚህ በዕርድ ሲከናወን። እርድ ለማድረግ አቅም የሌላቸው ሰዎችን ምንድነው ማገዝ? ይታገዛሉ። የሚታገዙት በምንድነው ሚሆነው? እኩል ደስ ብሎአቸው አዲስ አመትን እንዲቀበሉ ምንድነው ሚደረገው? ተመሳሳይ ነገር። ያለውን ነገር ሰው ያጋራቸዋል። ምን አልባት ብርም ከሆነ በብር። በተመሳሳይ ደግሞ ከብርም በተጨማሪ ደግሞ። የሚያገኘውን ነገር ያካፍላል ለምሳሌ በግ አርዶ ከሆነ የበጉን የሆነ የሆነ ድርሻ ለእነርሱ ይሰጣል። ካልሆነ ደግሞ። በጋራ ሰው ሰብሰብ ብሎ። አንድ ለእነርሱ የሚሆን ለልን ተመሳሳይ ነገር ላላቸው ሰዎች የሚሆን አንድ ከብት ወይንም አንድ በግ ይገዛል። እሱን እኩል እንዲጋሩ ያደርጋል። እኩል እንዲጋሩ አና። በዓሉን ደስ ብሏቸው ምንም አይነት መጥፎ ስሜት ሳይሰማቸው ከሌላው ሰው እኩል የሚቀመሰውን ቀምሰው የሚበላውን በልተው የሚጠጣውን ጠጥተው እስከመጨረሻው ድረስ ወይንም ያንን በዓል እኩል እንዲቀበሉ የሚደረግበት ሁኔታ ነው ያለው ማለት ነው። ይህን ነው ማንሳት የምፈልገው። ከአዲስ አመት እንዴት ታከብራለህ ጋር በተያያዘ አመሰግናለሁ

አመሰግናለሁ። ላፕቶፕ አለ ወ? የሚል ነው ጥያቄው አዎ በደንብ አለኝ። ለምን ቢባል የምሰራው ስራ ከኮ ከላፕቶፕ ጋር ይያያዘል ወይንም ኮምፒውተር መጠቀም ስራ ነው የምሰራው በዚህም ምክንያት ላፕቶፕ አለኝ። ከአንድ በላይም ላፕቶፕ አለኝ። ለምን የስራ ሰብዬ ትልልቅ አቅም ያላቸውን ላፕቶፖች የሚፈልግ ስለሆነ የግል በግል አንድ ላፕቶፕ አለኝ። ማለትም በግል ስዕል በራሴ ወጪ የተገዛ ማለት ነ። ሌላኛው ደግሞ ተቋም ወይንም የምሰራበት ተቋም ስራውን ለማሳለጥ እንደሚያስፈልገኝ አምኖበት ወይንም እንደሚያስፈልገኝ ስለሚያውቅ ያስፈልጋል ብሎ ደግሞ የገዛልኝ አለ። ወይንም የገዛልኝ ላፕቶፕ አለ ማለት ነው። ሁለት ላፕቶፖች እንደ አጠቃላይ እና ስራዎችን ለመስራትም በጣም በትልቁ ነው የሚያግዙኝ በዋናነት ሁለት ስራዎችን ነው የምሰራው። የመጀመሪያው ከመማር ማስተማር ጋር የተያያዘ ስራ ነው የሚሆነው። መማር ማስተማር ስል አሁን ላይ እንደሚታወቀው ብዙ ነገሮች በአሁን ላይ ባለው በዘመናዊ ነገር የተደገፉ ናቸው። አንድ ሰው በወሬ ደረጃ እንደዚህ ነው፣ እንደዚህ ነው፣ እያልን ከምናስተምረው ይልቅ የሚታይ ነገር የሚታይ ነገር በምስል በተቀረጸ ምስል ብናሳየው ለዛ ሰው በጣም በአጭሩ ግልጽ ይሆንላታል። እንዳጠቃላይ በጣም በአጭሩ ግልጽ ስለሚሆንለት እንደዚህ ለማድረግ ላፕቶፕ ያስፈልገናል። ከምሰራው ስራ እኳያ ማለት ነው ስለዚህ ተማሪዎችን በሚገባ ለማስረዳት ተማሪዎችን ወሬውን ብቻ ወይንም ተግባቡን ሳያውቁ እንዳይሄዱና በተግባር ምን እንደሚመስል በምስል የተደገፈ ማብራሪያ ለመስጠት ያግዘኛል። ሌላኛው ደግሞ የማስተምርባቸውን የማስተምርባቸው አጋዥ ነገሮች ይኖራሉ። እነሱን ለማዘጋጀትም የምጠቀመው ላፕቶፕ ነው። ለምሳሌ ከተለያዩ ደረገጾች የማገኛቸው መረጃዎች ይኖራሉ። እነሱን ደግሞ በአንድ ላይ አድርጌ እነሱን ተማሪዎችን በሚመጥን መልኩ ለማዘጋጀት ወይም ተማሪዎች በሚረዱት መልኩን ለማዘጋጀት ወደ ላፕቶፕ ያመጣና በተለያዩ የተለያዩ መተግበሪያዎች አሉ። ላፕቶፖቻችን ላይ ምንጭናቸ። በእነዛ መተግበሪያዎች አማካኝነት በሚፈለገው ነገር ወይንም ወደሚፈለገው ለመንገድ እናመጣቸውና ሰውን እንዲረዳ የምናደርግበት ነገር ይኖራል። ማለት ነው በአጠቃላይ። ስለዚህ በጣም ወሳኝ ናቸው ማለት ነው። ሌላኛው ደግሞ ከህንፃ ጋር በተያያዘ የምትሰራቸው ስራዎች አሉ። አንድን ህንፃ ዲዛይን ዲዛይን ወይንም የግንባታውን መስራት የሚጠበቅብን ስራዎች አሉ። እነሱን ለመስራት ምንድነው? የማደርገው በዋናነት የተለያዩ መተግበሪያዎች አሉ ኮምፒውተር ላይ የሚጫኑ እነሱ መተግበሪያዎች ለመጫን ግዴታ ላፕቶፕ ያስፈልገኛል። በዚህ ምክንያት ላፕቶፕ በትልቁ እጠቀማለሁ ማለት ነው። ከዛ ውጪ ግን ምናልባት በእጅ እንስራ ብንል ወራት ብዙ ቀናቶችን የሚወስድ ስራ ላፕቶፕ ስንጠቀም በጣም ባጭሩ በተለይ በተለይ ቀደም ብዬ እንዳነሳሁት አንድን መኖሪያ ቤት ወይም አንድን የንግድ ቤት ለማ ዲዛይኑን ለመስራት ረጅም ጊዜ ይወስድብናል። በእጃችን ዲዛይን እናድርገው ብንል ነገር ግን የተለያዩ መተግበሪያዎችን ጭነን ላፕቶፖቻችን ላይ በምንሰራበት ሰዓት አንደኛው ጥርት ያለ ስራ መስራት እንችላለን። ጥርት ያለ ስራ መስራት እንችላለን። ሁለተኛ ጊዜያችን መቆጠብ እንችላለን። በወራት በቀናት የሚወስድብን ብንሰራ በሰአታት ወይንም በደቂቃዎች ውስጥ መጨረስ እንችላለን። እንደዚህ በምናደርግበት ሰዓት አንድ ሰው ብዙ ስራዎችን መስራት ይችላል። ማለት ነው ሁለተኛ የጉልበት ብክነት የማይኖርም ማለት ነው። ጉልበታችን ሳናባክህም ብዙ ስራዎችን መስራት እንችላለን። ማለት ነው ስለዚህ ከምሰራው ስራ አኳያ ላፕቶፕ አስፈላጊ ስለሆነ ላፕቶፕ አለኝ የግል ላፕቶፕ አለኝ ተቋሙ ደግሞ የሰጠኝ የስራውን ለማሳለጥ ወይንም ለስራው ያስፈልጋል። እና ስራውን በዚህ መልኩ አግዘው እንድታግዝ ብሎ የሰጠኝ ላፕቶፕ አለኝ። ማለት ነው። ስለዚህ ላፕቶፕ አለህ ለሚለው ጥያቄ መልሴ ይሄ ነው የሚሆነው አመሰግናለሁ።

እሺ አመሰግናለሁ የዚኛው የዚህ ደግሞ መነሻ ሀሳብ የሚለው የቅመማ ቅመም የበዛበት ምግብ ትወዳለህ ወይ ነው የሚለው? ቅመማ ቅመም የበዛበት ምግብ በጣም የተጋነነ ቅመማ ቅመም ከሆነ አልበዛም አልወድም ለምን ጣዕሙን ወይም ጥፍጥናውን ይወስደዋል። ለምሳሌ አንድ ስጋወጥ ላይ የተለያዩ ቅመሞችን በምንጨምርበት ሰዓት የስጋውን ጣዕም ወደ ሌላ ይቀይረዋል። ነገር ኝ ደግሞ የሚያስፈልጉ ቅመማ ቅመሞች አሉ። ጣዕሙን የሚያጎሉ ወይም ጣዕሙን የተሻለ የሚያደርጉ ቅመማ ቅመሞች አሉ። ለምሳሌ ቀደም ሲል ያነሳሁት የስጋ ወጥ ይኖራል ስጋ ወጥ ላይ ወደ እኛ ባህል ስንመጣ ሽንኩርት ይደረጋል። ነጭ ሽንኩርት ቀይ ሽንኩርት ቅጠል ይደረጋል እንደዚህ እንደዚህ አይነት መከለሻ ወይም ሌሎች ቅመማ ቅመሞች አሉ። ሳይበዙ እነዚህ ቅመሞች በጣም ጥሩ ናቸው ነገር ግን የቅመሞቹ አይነት በበዛ ቁጥር ብዙ አይነት ቅመሞች በበዙበት ቁጥር እነኚህ ጥፍጥናውን ይቀይሩታልኝ። ሁለተኛ ቀደም ሲል ያነሳኋቸውም ቅመሞች ቁጥራቸው ትንሽ ሆኖ መጠናቸው በጣም ገዘፍ የሚል ከሆነ ወይም በጣም በብዙ መጠን የምንጨምራቸው ከሆነም አሁንም የምግቡን ጣዕም በትልቁ ይረብሹታል ወይም የምግቡን ጣዕም ይቀይሩታል። ስለዚህ በጣም ቅመማ ቅመም የበዛበት ምግብ አልወድምም ለሰውም አልመክርምም። ለምን በጣም ቅመም በበዛበት ቁጥር የምግቡ ጣዕም ስለሚቀየር ማለት ነው ወይም የምግብ ጥፍጥና ጥሩ ስለማይሆን ማለት ነው። ነገር ግን የምግቡ ጣዕም ጥሩ እንዲሆን ከፈለግን ምንጨማምራቸው ቅመማ ቅመሞች ውስን መሆን አለባቸው ማለት ነው። በተለይ በተለይ ወደ እኛ ባህል ስንመጣ ወደ እኛ ባህል ስንመጣ ብዙ ቅመማ ቅመሞች አሉ ለምሳሌ አንድ ሽሮ ለሽሮ ወጥ የሚሆን ግብአት ሲዘጋጅ የሚጨመሩ አስራ ምናምን ወይም ከአስር ከአስራ አንድ በላይ የማውቃቸው እኔ ቅመሞች አሉ። እንደውም ብዙ ጊዜ ጥያቄ አነሳለሁ ይሄኛው ቅመም ቢቀየር ወይም ቢቀር ወይም መጠኑ ቢቀነስ በዚህ ልክ ምንድነው ችግሩ ምን ሊያመጣ ይችላል የሚለውን ነገር ሁሉ በደንብ አነሳለሁ። ለምን የተጋነኑ ቅመሞችን ስለማይ ማለት ነው አንዳንድ ቦታ ላይ በጣም የተጋነነ ቅመም ስለማይ ለምንድነው እንደዚህ አይነት ቅመሞች አያስፈልጉም ብዬ እስከ እንትን ማለት እንትን እላለሁኝ። በነገራችን ላይ ጣዕሙንም አይቀይሩትም በጣም የተጋነኑ አንዳንድ ቅመሞች ግዴታ መኖር ያለባቸው ካልሆኑ በስተቀር ጣዕሙን ብዙ የመቀየር ነገር አይኖራቸውም። ስለዚህ በተቻለ መጠን ውስን የሆኑ ቅመሞችን መጠቀም ጥሩ ነው ብዬ አስባለሁ። ውስን ስንል የሚያስፈልጉ ቅመማ ቅመሞች አሉ ግዴታ መኖር ያለባቸው ነገር ግን ደግሞ የነዛ ግዴታ መኖር ያለባቸው ቅመማ ቅመሞችም መጠናቸው የተጋነነ ከሆነ መጠናቸው ሰፊ ከሆነ ወይም በብዙ መጠን የምንጨምር ከሆነም ጥሩ አይደሉም ወይም የምግቡን ጣዕም በትልቁ ይቀይሩታል። እንደ አጠቃላይ በተመሳሳይ ደግሞ እንደው ቤታችን ውስጥ አለ ብለን ቤታችን ውስጥ አለ ብለን አንድ የምግብ ወጥ ስንሰራ አንድ ምግብ ስንሰራ ያለውን ቅመም በሙሉ የምንጨምር ከሆነ መጠኑ ትንሽም ሆኖ ቢሆን ብዙ ቅመማ ቅመሞችን በጨመርን ቁጥር ሲቀላቀሉ አንደኛ ለጤናችንም ጥሩ ላይሆን ይችላል። ለጤናችን ጥሩ ካለመሆናቸው በተጨማሪ እነዚህ ቅመማ ቅመሞች መብዛት ሁለተኛ የአንዱ ቅመም ጣዕም ከሌላኛው ቅመም ጣዕም ጋር ይለያያል እንደሚታወቀው ስለዚህ እነዚህ ሲቀላቀሉ አንደኛ የእያንዳንዱን ቅመም ጣዕም መረዳት አንችልም ወይም ምንድነው ለዛ ምግብ አይነት ወይም ለዛ ምግብ ወጥ ምንድነው ጥቅሙ የሚለውን ነገር መረዳት አንችልም? የጣዕማቸው ግጭት ስለሚኖር ማለት ነው። ስለዚህ እንደ አጠቃላይ ቅማም ቅመም የበዛበት በጣም የተጋነነ ከሆነ እንደዚህ አይነት ምግቦችን አልወድም። ነገር ግን በተወሰነ ደረጃ የሚያስፈልጉት ወሳኝ ወሳኝ የሚባሉ ወሳኝ ወሳኝ የሚባሉ ለአንድ ምግብ ወጥ የሚያስፈልጉ ቅመማ ቅመሞች አሉ እነሱ እንዲኖሩ ግን በደንብ እመክራለሁም እወዳለሁም እንዲኖሩም ማለት ነው። ይሄን ነው ለማለት የምፈልገው እንደ አጠቃላይ ቅመማ ቅመም የበዛበት ምግብ ትወዳለህ ወይ ለሚለው መልስ ይሄ ነው። አመሰግናለሁ

አመሰግናለሁ ምን አይነት ልብስ ትወዳለህ የሚል ነው መነሻ ሀሳባችን የሚለው ምን አይነት ልብስ ትወዳለህ ለሚለው? ጥያቄ ቀጥታ ለመመለስ ያክል አጠር ያላሉ ልብሶችን እወዳለሁ። በቁመት ደረጃ ረዘም ያሉ በውፍረት ደረጃ ወፈር ያሉ ልብሶችን እወዳለሁ በዋናነት ይህንን ማደርግበት የራሴ ምክንያቶች ስላሉኝ ነው። ለምንድነው አጠር ያሉ ልብሶችን ማልወደው ስል? አንደኛ አጠር ያሉ ልብሶች እኛን የኛን ሰውነት ወይም የኛን ገለጥ መግለጥ ገለጥ አድርገው ያሳያሉ እና ደግሞ ትክክል አይደለም ብዬ ስለማስብ ነው። አንዳንድ ሰዎች ላይ የምናያቸው በጣም አጭር ልብስ ይለብሱና ሰውነታቸውን የሚያሳዩ አይነት ልብሶች ይኖራሉ ስለዚህ ሰው ማየት የሌለባቸውን ክፍሎች የሚያይበት ሁኔታ ይኖራል ማለት ነው። እንደዚህ አይነት ክፍሎች ብዙ እንትን አይደለም። ሁለተኛ ደረጃ ደግሞ በጣም ስስ የሆኑ ልብሶች አሉ። በጣም ስስ የሆኑ ልብሶች የሆኑና እነዛ ልብሶች ገላችንን ቀጥታ የሚያሳዩ መሽተው ተሸፍኗል ገላችን ነገር ግን ያለምንም ነገር ገላችንን የሚያሳዩ አይነት ይኖራሉ ማለት ነው። ስለዚህ እነዚህ ልብሶች ደግሞ እንደው ከላይ ልብስ ጣል ማድረጋችን ካልሆነ በስተቀር ገላችንን ቀጥታ እንደሚታይ ነው የሚያሳዩት ስለዚህ እንደዚህ አይነት ልብሶችን አልወድም። በዋናነት ስለዚህ በጣም የተጋነኑ ረጅም ባይሆኑም በቃ ሰውነታችን ሊሸፍን የሚችል አይነት ልብስ። ሁለተኛ ደግሞ ወፈር ያሉ ልብሶች ሰውነታችን በግልጽ የማያሳዩ ልብሶችን እመክራለሁም ወይንም ደግሞ እንደዚህ አይነት ልብሶችን እወዳለሁ። በዋናነት በዛ ላይ ብዙ ሰው የሚለብሳቸው ልብሶች አልወድም ብዙ ሰው ማለት ምንድነው? አሁን ለምሳሌ በየጊዜው የሚመጡ ፋሽኖች አሉ። በየጊዜው የሚመጡ አዳዲስ ልብሶች አሉ። እንደዚህ አይነት ልብሶች እኔ መልበስ ብዙም ፍላጎቱ የለኝም። ሰውም ያን ያክል መልበሱ ጥሩ ነው ብዬ አላስብም። በእኔ እይታ ለምን ቢባል? ሁሉም ሰው መቼም የራሱ የአለባበስ ዘዴ አለው የሚከተለው አይነት ያለባበስ ዘዴ አለው። ስለዚህ ያንን ታሳቢ ማድረግ እንጂ አዲስ አይነት ልብስ መጣ ያንን ልብስ መልበስ አለብኝ ብሎ ድርቅ ብሎ እዛ ልብስ ላይ መልበስ ጥሩ ይሆናል ብዬ አላስብም። ለምን? ላይሆንም ይችላል ዘመናዊ ልብስ ሊሆን ይችላል ወይንም በዛ ዘመን የሚለበስ ልብስ ሊሆን ይችላል። ግን ያ ልብስ ለሁሉም የሁሉንም ፍላጎት ያሟላል ወይ የሚለው አይመስለኝም። በኔ በኔ አረዳድ ለምን? የሆነ ሰው መሰረት አድርገን የሚዘጋጁ ልብሶች ይኖራሉ። እንደዚህ አይነት ልብሶች ለሁሉም ሰው ለሚለብሳቸው ለሁሉም ሰው ምናልባት ተስማሚ ላይሆኑ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ልብሶችን ባይለብሱም እመክራለሁ። በተለይ በተለይ በጣም ላይ የማያቸው ልብሶች አሉ በተለይ ሴት እህቶቻችን ላይ የምናያቸው ልብሶች አሉ። በጣም በጣም ራቁት ወይንም ምንም እንዳለበሱ የሚመስሉ ልብሶች አሉ ከላይም ከታች የሚለበሱ ልብሶች ማለት ነው። ከላይ የሚለበሱ ልብሶች በጣም የግል ወይንም ሌላ ሰው ማየት የሌለባትን ክፍሎች ሊያሳዩ የሚችሉ በጣም ትንሽ ነገር የቀራችሁ አይነት ልብሶች ይለበሳሉ። ከላይም ስንመጣ በጣም አጭር በጣም አጭር ከወገብ በላይ ያለው የሰውነት ክፍላቸውን ግማሽ የሚሆነውን ወይንም ከዛ በላይ የሚሆነውን የሚያሳዩ አይነት አለባበስን የሚከተሉ ሴቶች አሉ። እነዚህ ሴቶች ምናልባት የራሳቸው የአለባበስ ዘድ ሊሆን ይችላል ነገር ግን እንደዚህ አይነት ነገሮች ባይሆኑ ብዬ አስባለሁ። ለምን እኛ ስን የምንኖረው መቼም ከሰው ጋር ነው። እንደሚታወቀው ከሰው ጋር ስንኖር እኛም የምናደርጋቸው እያንዳንዱ እንቅስቃሴዎቻችን ሰው ላይ የሚፈጥሩት ተጽዕኖ ይኖራል ጥሩም መጥፎም ተጽዕኖ ማለት ነው። ስለዚህ እኛ ተመቸን ብለን ራቁታችን በህድን ቁጥር ሰው ደግሞ ደስ ላይ ልለው ይችላል። ስለዚህ በተቻለ መጠን የኛንም ፍላጎት ያሟላ ያሟላ ማህበረሰቡም ሊጠላው የማይችል ማህበረሰቡም ደስ ብሎት ሊለብሰው ሊቀበለው የሚችለው አለባበስ ብንለብስ። ማህበረሰቡንም አናስከፋም እኛም ማህበረሰቡ ላይ ኖረን ተጽዕኖ በጎ ተጽኖ ይኖራል። ሰውም ለእኛ ይኖረን አመለካከት በነገራችን ላይ ጥሩ ይሆናል። ለምን አንድ ሰው በጣም ራሱን ሰውነቱን ሸፍኖ ሲሄድና ራቁትን ሰው ሆኖ ሲሄድ የሰው ግምት ተመሳሳይ ስለማይሆን ማለት ነው። ስለዚህ ምን አይነት ልብስ ትወዳለህ በሚለው ርዕሰ ጉዳዮች ላይ ለማንሳት የፈለኳቸው ነጥቦች እነዚህ ናቸው። አመሰግናለሁ

አመሰግናለሁ። የዚኛው መነሻ ሀሳባችን ደግሞ የሚለው ስንት ትራስ ትጠቀማለህ ነው የሚለው? በዋናነት አንድ ትራስ ነው የምጠቀመው እኔ ከአንድ ትራስ በላይ ብዙ አልጠቀመም። ያ የምጠቀመው ትራስም በጣም የተጋነነ አይደለም ማለት የተጋነነ ስል በጣም ወፍራም እና ትልቅ ትራስ አይደለም የምጠቀመው መጠነኛ የሆነ ትራስ ነው። በጣም ትልቅ ተራ ስጠቀም ለአንገቴም ጥሩ ስሜት ከይሰማኝም አንገ ከእንቅልፌ ስነሳ አንገቴ ላይ ጥሩ ስሜት አይሰማኝም። ስለዚህ ትልቅ ትራሶችን አልጠቀምም ሲደመር ደግሞ ከአንድ ትራስ በላይ አልጠቀምም ከአንድ ትራስ በላይ ተጠቀምኩኝ ማለት ከፍታው ትልቅ ይሆነል ስለዚህ ለአንገቴ የሚሰጠኝ ነገር ጥሩ አይደለም ማለት ነው። ስለዚህ ስንት ትራስ ትጠቀማለህ የሚለውን ቀጥታ ለመመለስ ያክል ይሄ ነው የሚሆነው ነገር ግን ብዙ ሰዎችን በምናይበሳት በአንድ ትራስ መተኛት የማይችሉ ሰዎችን እናገኛለን። በትንሹ አንድ ትራስ ሁለት ትራስ በሚጠቀሙ ሰዎች አሉ። ሁለት ትራስ ሶስት ትራስ ድረስ የሚጠቀሙ ሰዎች አሉ። እነዛ ሰዎች ምናልባት የልምድ ጉዳይ ሊሆን ይችላል። እንደው አንዱ ትራስም ሆኖ ጠንከር ያለ ትራስ ላይበቃቸው ይችላል። ሁለት ሶስት ትራስ ይደረድራሉ ሁለት ሶስት ትራስ ደርድረው ግን ምንም አይነት አንገታቸው ላይም ይሁን ሰውነታቸው ላይ ምንም አይነት ተጽዕኖ ሳይደርስ ሲነሱ እናያለን። ምናልባት ለዚህ ምክንያት ይሆናል ብዬ የማስበው እኔ ልምድ ነው ልምድ ነው በዋናነት የሰው ልጅ የልምድ ጉዳይ የልምድ ውጤት ስለሆነ ልምድ የልምድ ጉዳይ ነው ስለዚህ ልምዱን ካስተካከለ እንደዛ መሆን ይቻላል። ግን እንደው ባይሆን ብዬ አስባለሁ እኔ ባይሆን ብዬ አስባለሁ ለምንድነው? ብዙ ትራስ ባንጠቀም ብዬ የማስበው ሁሌም ቤት ውስጥ ላኖሆን እንችላለን እንደሚታወቀው ሁሌም ቤት ውስጥ ላንሆን እንችላለን በስራ ምክንያት የተለያየ ቦታ ልንጓዝ እንችላለን። በችግርም በደስታም በሀዘንም ምክንያት ከምንኖርበት አካባቢ ርቀን ሌላ ቦታ ልንሄድ እንችላለን። በዚህ ጊዜ ምናልባት የለመድነው ልምድ አለ። ሁለት ሶስት ስራ ደርድሮ መተኛት ማለት ነው። ሁለት ሶስት ትራስ ደርድረን ስንተኛ እንቅልፋችን ሊመጣ ይችላል ነገር ግን እንግዳ ከሆንበት ቤት ወይንም ከሄድንበት ቦታ ላይ ያንን ማግኘት አስቸጋሪ ሊሆን ይችላል። አንድ ትራስ ማግኘት ልንቸገር እንችላለን። በዚህ ጊዜ ምን ይፈጠራል ማለት ነው? ትራሶችን ትራስ ባለማግኘታችን ምክንያት እንቅልፍ ሳይወስደን የምናድርበት ሁኔታ ይኖራል ማለት ነው። ብዙ ጓደኞቼ እንደዚህ አይነት ነገሮች ሲያጋጥማቸው አይቻለሁ። አንድ ላይ ለስራ አንድ ቦታ ላይ ሄደን የምናድርበት ቦታ ላይ አይደለም ሁለት ሶስት ራስ ለማግኘት አንድ ጠንከራ ያለ ትራስ ማግኘት አስቸጋሪ የሚሆንበት ሁኔታ አለ። በዚህ ጊዜ ሙሉ ሌሊቱን እንቅልፍ ሳይወስዳቸው የሚያድሩበት ሁኔታ አለ። ለምን? እነሱ የለመዱት ሁለት ሶስት ትራስ ያውም ትልልቅ ትራስ ተደርድሮ መተኛት ነው ሁለት ሶስት ተራስ በማያገኙበት ሁኔታ እንቅልፋቸውን ለመተኛት የሚቸገርበት ሁኔታ አይቻለሁ ማለት ነው። ስለዚህ እንደዚህ አይነት ልምዶችን ማዳበር በአጠቃላይ ባይለመድ ወይንም ባንደጋግመው ብዬ ነው የማስበው ለኔ። ለምን ሁሌም ነገሮች አልጋ በአልጋ ላይሆን ይችላሉ ወይንም ሁሌም ቤታችን ውስጥ ላንሆን እንችላለን። በተለያዩ ምክንያቶች ከቤታችን ውጭ ወይንም ሌላ ቦታ የምናድርባቸው ሁነቶች ሊፈጠሩ ይችላሉ። በዚህ ጊዜ ቀደም ብዬ ያነሳሁት አይነት ችግር እንዳይፈጠር ሁለተኛም አንድ ትራስ ተጠቅመንም ምናልባት ለነዛ ሰዎች እንቅልፍ ቢወስዳቸው እንኳን ሲነሱ ጥሩ ስሜት የማይሰማቸው። የጤና ችግር የሚፈጠር አይነት ሁኔታ ሊኖር ስለሚችል በተቻለ መጠን በተቻለ መጠን እንደዚህ አይነት ልምዶችን ብናስወግድ ያ ማለት ባለን ትራስ ባለን ትራስ ለመተኛት መሞከር። ትራሱ ትልቅም ይሁን ትንሽ ማለት ነው። በተጨማሪም ደራርቦ ወይንም ትራሶችን ደራርቦ ባለመተኛት እንደዚህ አይነት ልምዶችን ቀስ በቀስ እየለመድን በሰንሄድ ወደፊት የተሻሉ ሰዎች ወይንም የተሻለ ነገር ማድረግ እንችላለን ብዬ አስባለሁ ማለት ነው። ስለዚህ ከስንት ትራስ ትጠቀማለህ አለህ የሚለው ነገር ጋር በተያያዘ ለማንሳት የፈለኩት። ነጥብ ይሄ ነው በዋናነት ግን እኔ የምጠቀመው አንድ ትራስ ነው ከቤቴም ይሁን ከቤቴም ውጭ በጣም ጠንካራ ትራስም ማልፈልግበት ሁኔታ ነው ያለው ማለት ነው። አመሰግናለሁ

አመሰግናለሁ የምትወደው መተግበሪያ ምንድነው የሚል ርዕስ ነው። ያለው በዋናነት ብዙ መተግበሪያዎች አሉ በነገራችን ላይ የምወዳቸው በተለይ በተለይ ሁለት ጥቅም የሚሰጡ መተግበሪያዎችን እወዳለሁ። አንደኛ አስተማሪ የሆኑ መተግበሪያዎች ሁለተኛ አዝናኝ አዝናኝ እና አስተማሪ የሆኑ መተግበሪያዎችን እወዳለሁ በዋናነት አስተማ የምላቸው መተግበሪያዎች ምንድን ናቸው? ብዙ ስራዎቻችን እንደሚታወቁ አሁን በቀላሉ የተለያዩ መተግበሪያዎችን በመጠቀም እንትን እያለን ነው እየተጠቀምን ነው እንደ አጠቃላይ እንደ አለምም እንደ ሀገርም ማለት ነው። ስለዚህ እነዚህ መተግበሪያዎች በደንብ ተግባራዊ ባደረግን ቁጥር አንደኛ ጊዜያችን መቆጣብ እንችላለን ሁለተኛ ውጤታማ የሆነ ስራ መስራት እንችላለን ማለት ነው። ስለዚህ ሁለት ነገሮችን የሚሰጡ መተግበሪያዎችን እወዳለሁ አንደኛ አስተማሪውን መተግበሪያዎች ሁለተኛ አዝናኝ የሆኑ መተግበሪያዎችን እወዳለሁ ማለት ነው። እንደው አስተማሪ የሆኑ መተግበሪያዎችን ስንል የተወሰኑትን ማንሳት እንችላለን። ለምሳሌ አሁን ላይ የምንጠቀምባቸው ማህበራዊ መገናኛ ዘዴዎች አሉ። እንነዛ ማህበራዊ መገናኛ ዘዴዎች መተግበሪያዎች አሉ ለምሳሌ ፌስቡክ አንድ መተግበሪያ ነው። ቴሌግራም እንዲህ እንዲህ እያልን ማንሳት እንችላለን። እነዚህን መተግበሪያዎች ከሚወዱት ወገን ነኝ። ለምን? ለኛ መረጃ ይሰጡናል በቀላሉ መረጃ ቤታችን ሁነን መረጃ ማግኘት እንችላለን። አስ አስተማሪ ነገሮችን ማግኘት እንችላለን። በነገራችን ላይ ለምን ሁሉም ነገር አሁን አለ። እኛ ፍላጎት ነው እንጂ የሚጠበቅብን ሁሉም ነገር እድሜ ለቴክኖሎጂ ሁሉም ነገር አለ በአጠቃላይ ማለት ነው። ስለዚህ ምንድነው ማድረግ ያለብን? በዋናነት እነዚህን መተግበሪያዎች እንዴት ልጠቀማቸው? እነዚህን መተግበሪያዎች ለመጠቀም ምን ይፈልጋሉ እነዚህን ነገሮች ካወቅን። ብዙ መተግበሪያዎች አሉ ለምሳሌ እንደው ቀለል ካለው መነሳት እንችላለን። ለምሳሌ ከዚህ በፊት ሂሳብ ስሌቶችን ለመስራት በእጃችን ነበር የምትጠቀመው አስር ሲባዛ በስድስት የሚባለውን ሂሳብ ለመስራት ስልሳን ለማግኘት ምናልባት ረጅም ሰዓት ሊወስድብን ይችላል ወይም በጣም ትልልቅ የሆኑ ነገሮችን ለመደመር ለመቀነስ ለማባዛት ለማካፈል ረጅም ሰዓት ሊወስድብን ይችል ነበር። አሁን ግን ስልካችን ላይ ወይንም ላፕቶፖቻችን ላይ ያሉት ያሉትን መተግበሪያዎች በመጠቀም በቀላሉ። በሰከንዶች። ከሰከንዶች ባነሰ ጊዜ ውስጥ ከሰከንድ ባነሰ ጊዜ ውስጥ ምን ማድረግ እንችላለን? ትልልቅ ቁጥሮችን ማወቅ እንችላለን። ወይንም የነዛን ድምር የነዛን መቀነስ የነዛን መካፈል መደመር ማወቅ እንችላለን። አሁን እንደዝህ አይነት መተግበሪያዎችን በጣም ተወዳጅና ወደፊትም ሊተገበሩና ሊጠነክሩ የሚገባቸው መተግበሪያዎች ናቸው እንደ አጠቃላይ ማለት ነው። ከዚህ በተጨማሪም ሌሎች ሌሎች መተግበሪያዎችን ማንሳት እንችላለን በቀላሉ ስልካችን ላይ ወይንም ኮምፒውተር ላፕቶፖቻችን ላይ የምናገኛቸው እኮ መተግበሪያዎች ማለት ነው። ለምሳሌ ምን ማንሳት እንችላለን? ጎ ላፕቶፓችን ላይ የምንጭናቸው አንድን መንገድ ወይንም አንድን ህንፃ ዲዛይን ለማድረግ የምንፈልጋቸው መተግበሪያዎች አሉ። እነዚህን መተግበሪያዎች ብንወስድ ለምሳሌ ከዚህ በፊት ወራት ቀናት የሚወስድብንን ስራ በቀላሉ በቀላሉ በደቂቃዎች ውስጥ ለመስራት ያግዙናል። ስለዚህ በትክክል ከተጠቀምናቸው እነዚህ መተግበሪያዎች በጣም ወሳኝ ናቸው። ነገር ግን መተግበሪያዎች በሰጠናቸው ልክ ነው የሚረዱት በነገራችን ላይ። ስህተት ነገር ከሰጠናቸው የሚያወጡልን ውጤት ስህተት ነው የሚሆነው። ትክክል ነገር ካስገባንላቸው የሚሰጡንን ውጤት ትክክል ነው የሚሆነው። ስለዚህ ሁሌም መተግበሪያዎችን ስንጠቀም ትክክለኛ ነገር ነው ወይ የሰጠውት ያለ ትክክለኛ ነገር ከሰጠሁት ምንጠብቀው ውጤት ይኖራል። ትክክለኛ ውጤት ነው የሚሆነው ነገር ግን ግብአቱ ትክክል ካልሆነ ከየትም ሊያመጣው አይችልም። እኛ በሰሰጠነው ግብአት ወስዶ ነው። ለመቆጠብ መተግበሪያውን ተጠቅሞ ሊሰራልን የሚችለው ማለት ነው። ስለዚህ የምትወደው መተግበሪያ ምንድነው? በሚለው ርዕሰ ጉዳይ ዙሪያ የምወደው መተግበሪያ ለማስተማሪያነትም ለመዝናኛነትም የሚሉ መተግበሪያዎችን በዋናነት እንደነዚህ አይነት መተግበሪያዎችን እወዳለሁ። አመሰግናለሁ

አመሰግናለሁ የዚህኛው የውይይታችን መነሻ ሀሳብ የሚለው ደግሞ ማዕድን ትጠቀማለህ ወይ የሚል ነው? ማዕድን በነገራችን ላይ። አዎ በተወሰነ ደረጃ እጠቀም እጠቀማለሁ። ታዲያ ለጌጣጌጥ የምንጠቀምባቸው ማዕድኖች አሉን። በሀገራችን አጠራር ወርቅ ብር የምንላቸው አይነት ማዕድናቶች ይኖራሉ እነሱን እጠቀማለሁ። ግን ከዛ የዘለለ ትልልቅ ማዕድናቶችን የመጠቀም እድል እድልም ብዙም እድሉ የለኝም ብዬ አስባለሁ። ሁለተኛው ለሁሉም ሰው ክፍት መሆን አለባቸው ብዬ አላስብም። ለምን ቢባል? ምክንያቱም ውድ ናቸው ማዕድናቶች እነኚህ በቀላሉ የሚገኙ አይደሉም። ሁለተኛ ሁሉም ሰው በየትኛውም ቦታ ሊያገኛቸው የሚችሉ ነገሮች ስለማይሆኑ ለሁሉም ሰው በበቂ ደረጃ አሉ ብዬ አሉ ብዬ አላስብም። ሁለተኛው ብዙ ያልወጡ ማዕድኖች አሉ በነገራችን ላይ በተለይ በተለይ ታዳጊ ሀገራት ውስጥ። ዘመናዊም ነገር በጣም ያን ያክል ስለሆነ ያሎጡ ማዕድኖች ይበዛሉ ብዬ አስባለሁ። ያልወጡ ብቻ ሳይሆን ያልተጠኑ ማዕድኖች አሉ። በጣም አማራጭ ሰፊ ይሁኑ ወይንም ብዙ ነገሮች ማግኘት የምንችልባቸው ማዕድኖች ወይንም ቦታዎች አሉ እነሱ ግን በትክክል ያልተጠኑ ተጠንተውም ወደ ተግባር ያልተገባባቸው ቦታዎች አሉ ማዕድኖችም አሉ ማለት ነው። እንደ አጠቃላይ ግን ጥያቄውን ለመመለስ ያክል በተወሰነ ደረጃ ላይ ጌጣጌጥ የምንጠቀምባቸው ልክ እንደ ወርቅ እንደ ብር አይነት ማዕድኖችን እጠቀማለሁ። ከዛ ውጪ ግን ሌሎች ሌሎች በጣም ውድ የሆኑ በቀላሉ ሊገኙ የማይችሉ ማዕድኖችን አንደኛ የመጠቀም እድልም አይኖረኝም የለኝም ሁለተኛ ደግሞ ለሚፈለገው ሰው መድረስ አለባቸው ብዬ አስባለሁኝ። ማለት ሁሉም ሰው እነዚህን ማዕድናቶች በቀላሉ የሚያገኝ ከሆነ ማዕድንነታቸው ወይንም ውድ እነታቸው ይቀርና ከዛ ደረጃ በታች ይወርዳሉ። ስለዚህ ለሁሉም ሰው ሳይሆን ለሚፈለገው ሰው ለሚፈለገው ሰው መሄድ አለባቸው ብዬ አስባለሁ። ሀገራችን ያሉ የተለያዩ አይነት ማዕድኖች ይኖራሉ እነሱ ማዕድኖች ለሁሉም ሰው ዝም ብለው በነፃ መሰጠት አለባቸው ብዬ አላስብም። የትኛው ማዕድን ለየትኛው ሰው ይጠቅማል ለየትኛው ድርጅት ይጠቅማል የሚለው ነገር በደንብ መታሰብ አለበት ብዬ ነው የማስበው እንደ አጠቃላይ ማለት ነው። ከማዕድን ጋር በተያያዘ ማዕድንን ስናወጣ ጥንቃቄ ያስፈልጋል በተለይ በተለይ የሰው ሀይል ተጠቅመን ማዕድናቶችን የምናወጣ ከሆነ ጥንቃቄ ያስፈልጋል በሀገራችን የምንሰማቸው ዜናዎች አሉ። በጣም ትልልቅ ጉድጓዶች ይቆፈራሉ ማዕድን ለማውጣት ከጥንቃቄ ጉድለት ወይንም ደግሞ ያፈር በመሸራተት ምክንያት የብዙ ሰዎች ህይወት መጥፋት አደጋ ሊከሰት ይችላል በዋናነት ማለት ነው። ስለዚህ እነዚህን ነገሮች ለመከላከል አንደኛ ማዕድናት ያሉበትን ቦታ በትክክል ማጥናት ይጠበቅብናል በተገቢው ባለሙያ በደንብ መጠናት አለባቸው። ከነመጠናቸው ምን ያክል ሊገኝ ይችላል የሚለው ነገር በደንብ መታሰብ አለበት። ይሄን ካደረግን በኋላ ደግሞ ማዕድን የማውጣት የማውጣቱን ዘዴ በምን መደገፍ አለብን በቴክኖሎጂ መደገፍ አለብን ወይም በዘመናዊው ነገር መደገፍ ይኖርብናል። ከዛ ውጪ ግን በዘመናዊው ነገር የማንደግፈው ከሆነ ሁሌም በሰው ሀይል ለማውጣት ጥረት የምናደርግ ከሆነ ለሰው ልጅ መጥፊያ እየሆነ ይመጣሉ ማለት ነው። ጥቅም ከመስጠት ይልቅ መጥፊያ እየሆኑ ይመጣሉ። ስለዚህ እነዚህን ለመከላከል ምንድነው? ማድረግ የሚኖርብን በዋናነት ማዕድኖችን በትክክል በትክክል ማወቅ ያሉበትን ቦታ በትክክል ማወቅ ብቻም ሳይሆን መጠናቸውን ማወቅ በምን መልኩ ብናወጣቸው ውጤታማ ይሆናሉ። አውጥተንስ ተገቢውን ጥቅም እንደ ሀገርም እንደ ግለሰብም ለማግኘት ለማነው መስጠት ያለብኝ ወይንም ያን ማዕድን መጠቀም የሚችለው ሰው ማነው? እነዚህን ነገሮች እነዚህን አሰናስለን እነዚህ ሶስቱን ነገሮች አያይዘን ከሄድን ምን ማድረግ እንችላለን ማለት ነው። አንደኛ በማዕድን ሀብታችን መጠቀም እንችላለን። ሁለተኛ እንደ ሀገርም የሀገርንም ገቢ በሚፈለገው መልኩ ማሳደግ እንችላለን። ማዕድን ትጠቀማለህ ለሚለው ጥያቄ? በዋናነት ወርቅና ብር አይነት ማዕድኖችን በተወሰነ ደረጃ እጠቀማለሁ ሌሎች ማዕድኖችን ግን የመጠቀም እድሉ የለኝም። ይሄን ነው ለማንሳት የምፈልገው አመሰግናለሁ

አመሰግናለሁ የክላውድ ማከማቻ ትጠቀማለህ ነው የሚለው የዚኛው ውይይታችን መነሻ ሀሳብ? እውነት ለመናገር አሁን ላይ የክላውድ ማከማቻ ተጠቃሚ አይደሉም። ነገር ግን በጣም በትልቁ እያሰብኩበት ለመጠቀም እሱን ለምን የምንጠቀምባቸው የስልኬ አቅም የላፕቶፖቻችን አቅም። ከምንይዘው መረጃ ጋር የተገናኘልን አይደለም የምንይዘው መረጃ በጣም ትልቅ መረጃዎችን መያዝ እንፈልጋለን። ነገር ግን የስልኮቻችን እና ሶሪ የስልኮቻችን እና የላፕቶፖቻችን ሚዙት ሚዙት አቅም ውስን እየሆነ እየተገደበ ነው ያለው። በዚህ ምክንያት እንድንጠቀም የተገደድን ነው አስፈላጊም ነው ብዬ አስባለሁ። ከብዙ ነገሮችም ስለሚያጋ ለብዙ ነገሮች ስለሚያግዘን ማለት ነው። አንደኛ ምንም አይነት ስጋት አይኖርብንም ስጋት አይኖርብንም ስል። የስልኮቻችን አቅም ይሁን የላፕቶፖቻችንም አቅም ውስን እንኳን ቢሆን የምትፈልጋቸውን መረጃዎች ክላውድ ላይ ማስቀመጥ እንችላለን። ከዚህ በተጨማሪ ደግሞ ስጋት አይኖርብንም ስጋትም ማይኖርብን በምን መልኩ ነው? ስልኮቻችን ቢጠፉ ወይንም ላፕቶፖቻችን ቢጠፉ እዛ ላይ ያለውን መረጃ ማግኘት አንችልም በቀላሉ። ነገር ግን ክላውድ ላይ ያስቀመጥናቸው መረጃዎች ካሉ እዛ መከማቻ በመኖራቸው ምክንያት። ስልኮቻችን ጠፉም አልጠፉም ላፕቶፖቻችን ጠፉም አልጠፉም በሚፈለገው ጊዜና ወቅት ምን ማግኘት እንችላለን መረጃዎቻችን ማግኘት እንችላለን ማለት ነው። ስለዚህ ክላውድ መጠቀም በጣም አስፈላጊ ነው ለብዙ ሰውም እጠቁማለሁኝ። እኔ በቅርቡ ነው መረጃው በደንብ ያለኝ ከክላውድ ማከማቻ ጋር በተያያዘ ይሄ ነገር በደንብ መስፋት አለበት ወይንም ሰው በደንብ ማወቅ አለበት ብዬ አስባለሁኝ ካወቀ የትኛውም ሰው ይጠቀማል። ለምን? ስልኮቻችን በተለያየ ምክንያት ልንጠል እንችላለን ኮምፒውተሮቻችን በተለያየ ምክንያት ልንጠል እንችላለን። ስልኮቻችንም ይሁን ኮምፒውተሮቻችን ወይኑ ላፕቶፖቻችን በስርቆት ምክንያት ከእኛ እንጂ ሊወጡ ይችላሉ በዚህ ጊዜ እጃችን ላይ ምንም የሚቀረን መረጃ አይኖርም። እነዛ ነገሮች ከተሰረቁ ማለት ነው። ስለዚህ ከዚህ በፊት ያጠራቀምናቸው ለረጅም ጊዜ አመታት ወስደን ያጠራቀማቸው መረጃዎች በሙሉ ዜሮ ይሆናሉ ማለት ነው ወይንም በዜሮ ይባዛሉ ማለት ነው። ስለዚህ በዚህ ጊዜ ምንድነው ማድረግ ያለብን እንደዚህ አይነት ችግሮችን ለመከላከል ወይንም እንደዚህ አይነት ችግሮችን ለመቀነስ ምንድነው ማድረግ ያለብን? ክላውድ ማከማቻን መጠቀም። ክላውድ ማከማቻን በደንብ ከተጠቀምን እንደዚህ አይነት ስጋት ሳይኖርብን ነው ማለት ነው። ከስርቆት ጋር በተያያዘ ከመጥፋት ጋር በተያያዘ ያሉ ችግሮች እቃዎቹን እንጂ የሚያሳጣን መረጃዎቻችን አያሳጣንም። ደግሞ አንዳንዴ ምናልባት ብዙ ሰዎች ሰምታችሁ ከሆነ ስልካቸውን ሲሰረቁ ወይንም ስልኮቻቸውን ሲጠፋባቸው የሚሉት ምንድነው? ምን አለ? ስልኩን ይውሰዳው ከስልኩ ውስጥ ያሉት መረጃዎች ነበሩ ለኔ አስፈላጊዎቹ እንደውም ብሩን ሰጥቼው እንኳን ስልኩን በሰጠኝ የሚሉ ሰዎችን እንሰማለን። ለዚህ እንደዚህ አይነት ችግሮችን ለመከላከል ምንድነው? ክላውድ በጣም ወሳኝ ነው የሚሆነው። ለምን ክላውድ ላይ? ብዙ ነገሮችን ማከማቸት ወይም ማስቀመጥ እንችላለን ስለዚህ እነዛን ክላውድ ላይ ማከማቻዎች የክላውድ ማከማቻን ተጠቅመን የትኛውንም መረጃ እዛ ላይ ማስቀመጥ እንችላለን። ስለዚህ ቀደም ሲል ያነሳኋቸው ችግሮች ቀደም ሲል ያነሳኋቸው ስጋቶች በሙሉ አይኖርብንም ማለት ነው። ስለዚህ በየትኛውም ጊዜ መረጃዎቼን ማግኘት እችላለሁ በየትኛውም ቦታ መረጃዎቼን ማግኘት እችላለሁ ከስርቆት ጋር በተያያዘ ወይም ከምንጠቀምባቸው እቃዎች መጥፋት ጋር በተያያዘ ምንም አይነት ስጋት አያድርብኝም ማለት ነው። ስለዚህ እነዚህን ነገሮች ደምሬ አሁን ላይ የክላውድ ማከማቸን እየተጠቀምኩ ባይሆንም በጣም በቅርቡ በጣም በቅርቡ በአጭር ቀናቶች ውስጥ ግን ለመጠቀም። ራሴን እያዘጋጀሁና ጥቅሙንም በደንብ የተረዳሁት ስለሆነ ክላውድ ማከማቸት ለመጠቀም እየተዘጋጀሁ እገኛለሁ አሁን ላይ ግን እየተጠቀምኩት አይደለም ማለት ነው። አመሰግናለሁ

አመሰግናለሁ የትኛውን ባህላዊ ምግብ ትወዳለህ ነው የሚለው? መነሻ ሐሳባችን የትኛውን ባህላዊ ምግብ ትወዳለህ የሚለውን ጥያቄ ለመመለስ ያክል እንደሚታወቀው በእኛ ሀገር የተለያዩ አይነት ባህላዊ ምግቦች አሉ። በተለይ በተለይ ከአንዱ ባህል ወደ ሌላ ባህል ስንሄድ ወይንም ከአንዱ ከተማ ወደ ሌላ ከተማ ስንሄድ የተለያዩ አይነት ባህላዊ ምግቦችን እናገኛለን። በብዛት እንደ ኢትዮጵያ የሚታወቀው አንድ ባህላዊ ምግብ አለ እኔ ምን የምወደው አብዛኛውም ሰው ይወደዋል ብዬ የማስበው ማለት ነው። እሱም ምግብ ምንድንነው? ዶሮ ወጥ የምንለው ምግብ አለ ዶሮ ወጥ የምንለው ምግብ በጣም ጣፋጭ ነው። ከጣፋጭነቱም በተጨማሪ ሌሎች ቦታዎች ላይ በዛ መልኩ ላናገኘው እንችላለን ኢትዮጵያ ውስጥ በሚሰራበት መንገድ ሌሎች ሀገሮች ላይ ወይንም ሌሎች ከተማዎች ላይ ላናገኘው እንችላለን። ስለዚህ በዋናነት ዶሮ ወጥ ነው። የኔ በዋናነት የምወደው ባህላዊ ምግብ ግን እንደየ እምነቱ ቀደም ብዬ እንደተነገርኩት በየማህበረሰቡ ሁኔታ ባህላዊ ምግቦቻችን ይለያያሉ። ለምሳሌ ወደ ጉራጌ አካባቢ በምንሄድበት ሰዓት ክትፍ በክትፎ ምግብ የትኛውም ሰው አይሉ አይደራደርም። ክትፎ የሚሰሩበት መንገድ ልዩ ነው። የሚጨማምሯቸው ነገሮች አሉ። ይዘጋጃሉ ቀድሞው ይዘጋጃሉ ክትፎውን ለመስራት ስለዚህ በጣም ጠፋጭ አድርገው ነው የሚሰሩት። ወደ ጉራጌ አካባቢ ስንሄድ ክትፎን ማንሳት እንችላለን። ወደ ሌሎች አካባቢዎችም ስንሄድ ደግሞ ቆጮን ማንሳት እንችላለን ቆጮ በጣም ረጅም ጊዜ ነው የሚወስደው ለማዘጋጀት። ከቆረጣው ጀምሮ እስከመጨረሻው ድረስ ግን ደግሞ በትክክል ወደዛ ማህበረሰብ ስንሄድ እንደ እንግዳ ማስተናገጃ ወይንም ለእንግዳ የሚቀርብ ልዩ ምግብ የሚባለው ቆን ቆጮ ነው። ቆጮ አንደኛው ዋናው ባህላዊ ምግብ ነው ማለት ነው። ወደዛ አካባቢ ቀደም ብዬ ያነሳሁት ነጥብ ልምጣ የትኛው ባህላዊ ትወዳለህ ነው የእኔን ምርጫ ተናግሬአለሁ። ዶሮ ወጥ ነው። ዶሮ ወጥ የምወድበት የተለያዩ ምክንያቶች አሉ። አንደኛው በጣም ብዙ ቅመማቅመሞችን ነው የምንጨምረው ዶሮ ወጥ ስንሰራ። ከሽንኩርት ጀምሮ የምንጨምረው ከሌሎች ምግቦች ለየት ያለ በመጠኑ ገዘፍ ያለ ወይንም በመጠኑ ሰፋ ያለ ሽንኩርትን ነው የምንጨምረው። ሌሎች የምንጨምራቸው ዘይት ቅቤ ምናምን እንደዚህ የሚባሉ ነገሮችን በሰፊው ነው የምንጨምራቸው። በሰፊው እንጨምራለን እነዚህን ነገሮች ከዛ ጥፍጥናውም ወይም ጣፋጭነቱን በዛው ልክ ትልቅ ነው የሚሆነው። ጣፋጭነቱም በዛው ልክ በትልቁ ጣፋጭ ነው የሚሆኑት ማለት ነው። እነዚህ ዶሮወጥ ከዛም በተጨማሪ ዶሮ ወጥ የተለያዩ ወይንም አንድ ዶሮ ስንሰራ የተለያዩ ብልቶች አሉት የተለያዩ ብልቶች ስንል ወደ አስራ ሁለት ያደርሷቸዋል ባለሙያዎች በዋናነት አስራ ሁለት የደሮ ብልቶች አሉ ብለው ነው የሚናገሩት ትክክለኛውም እሱ ነው። ከዛ እያንዳንዱን ነገር ስንበላውም ጣዕሙ በጣም ለየት ያለ ነው በጣም ደስ የሚል ጣዕም ለየት ያለ ጣዕም ነው የምንሰማው በ በምናየው በዶሮ ወጥ ማለት ነው። ነገር ግን የሚወስደው ጊዜ በጣም ረጅም ነው ለመስራት። የሚያስፈልገን ወጪ በጣም ትልቅ ነው ከደሮው ጀምሮ እስከ ሌላው ድረስ። ነገር ግን የምናገኘው ጥቅም በዛው ልክ ነው በዛው ልክ ጣፋጭ የሆኑ ምግቦችን የምና ጣፋጭ የሆነ ምግብ ነው በጣዕም ደረጃ ለጤናችንም በጣም አስፈላጊ የሆነ ምግብ ነው ወይንም አስፈላጊ የሆነ ባህላዊ ምግብ ነው። በዚህ በዚህ ምክንያት ዶሮ ወጥን እወዳለሁ። ብዙ ጊዜ እንግዳ ሲመጣ ከሌላ ቦታ አዲስ እንግዳ ሲመጣ የተለመደው በደሮወጥም ስናስተናግደው ለዛን ሰው ያለውን ክብር ያሳያል። ከዚህም በተጨማሪም የኢትዮጵያ መለያም እየሆነ ነው አሁን ላይ ደሮ ወጥ። አሁን እኛ የምንሰራው ልክ አይደለም ሌላ ቦታ የሚሰሩ ከደሮ ጋ የተያያዙ ምግቦች አሉ ግን ኢትዮጵያ ውስጥ የሚሰራው ዶሮ ወጥ ይለያል። በጣዕም ደረጃም በጣም ረጅም ጊዜ ተወስዶ ነው የሚሰራው በነገራችን ላይ። አጠባው ሲቁላላ እንደዚህ እንደዚህ የሚወስዳባቸው ጊዜዎች በጣም ረጅም ነው። ስለዚህ ዶሮ ወጥን ነው የምወደው። ዶሮ ወጥ ደግሞ የኛ ባህላዊ ምግብ ነው እንግዳ ሲመጣ የምናስተናግድበት ዋናው ምግብ ነው። በጣዕም ደረጃም በተለይ በተለይ በዓል በሚሆንበት ሰዓት የመጀመሪያ በዓል የበዓሉን ድባብ የሚያመጣው አንድ ቤት ውስጥ ዶሮ መሠራቱ ነው ማለት ነው። ይሄን ነው ማለት የምፈልገው አመሰግናለሁ የትኛው ባህላዊ ምግብ ትወዳለህ በሚለው የርዕሰ ጉዳይ ላይ

አመሰግናለሁ ጨው ብዙ ትወዳለህ የሚል ነው መነሻ ሀሳባችን የሚሆነው? ጨው ብዙ አልወድም እኔ በነገራችን ላይ። ለምን ቢባል ጨው ብዙ ጉዳቶች ነው ያሉት ከጤና አኳያ በተለይ በተለይ አሁን ላይ ብዙ ሰው እየተቸገረበት ያለ ህመም አለ። በእኛ ሀገር አጠራር ስኳር ደም ግፊት እንደዚህ እንደዚህ የምንላቸው በሽታዎች አሉ። ለነዚህ በሽታዎች እንደ ዋና ምክንያት የሚወሰድ ብዙ ጊዜ ወይንም እነህን በሽታዎች እንዲጋነኑ የሚያደርገው የጨው ብዛት ነው። የጨው መጠን በጣም በመጨመረ ቁጥር እነዚህን በሽታዎች የማስነሳት እድሉ ሰፊ ነው የሚሆነው። እና ምናልባት አስተውለን ከሆነ ብዙ እንደዚህ አይነት በሽታ ያለባቸው ሰዎች ጨውን ሙሉ በሙሉ የማይጠቀሙበት ሁኔታ ነው ያለው ጨውን ከመጠቀም ይታገዳሉ በጣም ቢጠቀሙ እንኩዋን በጣም በትንሹ በጣም በትንሹ አድርገው ነው። ወደ እኔ ልምድ ስመጣ ብዙ ጊዜ የምበላችሁ ኑሮዎች ላይ የጨው መጠን እንዲያንስ አልፈልግም። ነገር ግን ደግሞ የተጋነነ የጨው መጠን አልጨምርም። የተጋነነ የጨው መጠን ስል ምንድነው ነው? ለአንድ ምግብ የሚያስፈልገው ወይንም ለአንድ ወጥ የሚያስፈልገው የጨው መጠን አለ ከዛ ይዘልልህ። አልጨምርም እንዲታወቅ ሆኖ ወይንም ከምግቡ ጣዕም አልፎ የጨው ጣዕም በደንብ እንዲለይ ሆኖ ብዙ አልጨምርም። ጨው ላይ ወይ ጨ ው ጋር በተያያዘ ማለት ነው። እንዲሁም ደግሞ አንዳንድ የወጥ አይነቶች አሉ በነገራችን ላይ በጣም ትንሽዬ ጨምረንባቸው ግን በጣም የተጋነነ የተጨመረ የሚያስመስሉ ለምሳሌ ማንን ማንሳት እንችላለን? እንቁላል ማንሳት እንችላለን እንቁላል ለምሳሌ የምናነሳበት ሰዓት እንቁላል በጣም ትንሽ ጨው ነው የሚፈልገው ከሌሎች ምግቦች በተለየ ሁኔታ ማለት ነው። ትንሽ ምግብ በጨመርነው ቁጥር ትንሽ ጨው በጨመርንበት ቁጥር በጣም የተጋነነ አይነት ጣዕም ነው የሚያመጣው ወይንም የጨው መጠን የሚፈልገው ጨው መጠን ትንሽ ነው የሚሆነው ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ለሁሉም አይነት ምግቦች ዝም ብለን አንድ አይነት ተመሳሳይነት መጠን ያላቸውን ምግቦች ስንሰራ እኩል የጨው መጠንም መጨመር ያለብን አይመስለኝም። ነገር ግን እንደየምግቡ ሁኔታ እንደየምግቡ አይነት ወይንም እንደሚሰራው ወጥ አይነት ጫዋችን በዛ መልኩ ማስተካከል ጥሩ ይመስለኛል። አንዳንድ ምግቦች ምናልባት ከፍ ያለ ጨው ይፈልጉ ይችላሉ ሌሎች ሞግቦች ደግሞ በጣም ትንሽዬ ጨው በቂያቸው ሊሆን ይችላል። ስለዚህ እንደዚህ እንደዚህ አድርገን ምግቦቻችን ማስተካከል ይኖርብን እና። የኔ ፍላጎት ግን ስያንስም አልወደም በጣም ያነሳ ጨው መጠንም አልወድም። ለምን ጨው ማጣፈጫ አይደል በዋናነት የምንጠቀመው? ስለዚህ ማጣፈጫ ከሌለው ትንሽ ያስቸግራል። በነገራችን ላይ ትንሽ ያስቸግራልኝ። በተመሳሳይ ደግሞ የማጣፈጫው መጠንም ደግሞ በጣም ከበዛ ደግሞ ሙሉ በሙሉ ያበላሸዋል። ነገርየውን ማለት ነው። ስለዚህ ስለዚህ ምንድነው የማደርገው? ውስን የሆኑ ጨዎች እጨምራለሁ። ውስን የሆነ ጨው እጨምራለሁ ግን ደግሞ ጣዕሙ ጥሩ እንዲሆን አድርጌ ማለትም የሚሰራውን ወጥ ጣዕም ጣፋጭ እንዲሆን ወይንም ተመራጭ እንዲሆን አድርጌ ነው ጨውን የምጨምረው በዋናነት እንዲያንስም አልፈልግም በጣም እንዲበዛም አልፈልግም። ከሚበዛብኝ ቢያንስ እወዳለሁ ከበዛ እንደ ሚታወቀው አይበላም። አንድን የወጥ አይነት ወይንም አንድ የምግብ ወጥ የጨው መጠን በጣም ብዙ ነው ማለት ሙሉ በሙሉ መብላት አንችልም ብንል እንደው በጣም ብንበለው በጣም በግዴታ እንኳን ብንበለው አንዴ እየጎረስን ውሃ እየጠጣን አንዴ እየጎረስን ውሃ እየጠጣን እንደዚህ አይነት እንደዚህ አይነት መልኩ ነው የሚሆነው ስለዚህ እሱ እሱ ነገር ትንሽ ያስቸግራል። ማለት ነው። በዋናነት ስለዚህ በተቻለ መጠን የጨው መጠን ብንቀንስ ጥሩ ነው። ከሚበዛ ይልቅ ማነሱ ጥሩ ነው። ለምን ለጤናችንም ጥሩ ነው። ለምግባችንም የምንፈልገው ለማጣፈጥ ብቻ እንጂ ጨውን እንደ አንድ እንትን አይደለም ስለዚህ የጨው መጠን መመጠኑ በጣም ቆንጆ ነው። መብዛቱ ደግሞ አይመከርም ከጤና አኩአያ ሀኪሞችን የሚመክሩት እሱን ነው። ሙሉ በሙሉ ከመተዋችን በፊት እያመጣጠን እያመጣጠን መሄዱ የተሻለና ጥሩ አማራጭ ነው ብዬ ነው የማስበው። አመሰግናለሁ

ድንጋይ ሰብሰብ ታደርጋለህ ወይ የሚል ነው? መነሻ ሀሳባችን ለዚህኛው ጉዳይ። አዎ ድንጋይ እሰበስባለሁ ለብዙ ጉዳዮች። በተለይ በተለይ አሁን ላይ የተወሰነች ቤት እየሰራሁ ነው። በዋናነት አነስ ያለች ቤት እየሰራሁ ስለሆነ ድንጋይ እሰበስባለሁ። ጊዜ ጊዜ ባገኘሁት አጋጣሚ ወይንም የምሰራበት አካባቢ ላይ ሄጄ ወይንም ቤቱን የሚያርፍበት አካባቢ ላይ ሄጄ ድንጋይ ሰበስባለሁኝ። ብዙ ጊዜ እና ድንጋይ እሰበስባለሁ ምክንያቱም ብዙ የምንሰራው ቤት ወይም የምንሰራው ነገር። ብዙ ነገሩ ከድንጋይ ነው የሚሰራው። ለምሳሌ አንድ ቤት ብንወስድ። ከታች መሰረቱ ይወጣል ከመሰረቱ በኋላ። የሚገነባ ግንብ አለ ያ ግንብ ሙሉ ለሙሉ በድንጋይ ነው የሚወጣው ሙሉ ለሙሉ በድንጋይ ነው የሚወጣው ማለት። ትልቅ የድንጋይ ፍላጎት ትልቅ ድንጋይ ያስፈልገናል ማለት ነው። ስለዚህ ድንጋይ በትልቁ የሚያስፈልገን ከሆነ ደግሞ ድንጋይ መሰብሰብ አስፈላጊ ነው። ወይም ድንጋይ መሰብሰብ ግዴታ ነው የሚሆነው ማለት ነው። ስለዚህ ድንጋይ ለብዙ ነገሮች ስለሚያገለግልን እንሰበስባለን። ከዛም ወጣ ስንል ብዙ ጊዜ አጥሮቻችን የምንሰራው ቤቱ አለ ከቤቱ ውጭ አጥር አለ አጥራችንን የምንሰራው ከድንጋይ ነው። ከድንጋይ ነው የምንሰራው ብዙ ጊዜ ስለዚህ ከድንጋይ ምንሰራ ከሆነ ከፍታውን ትልቅ ነው የሚታወቀው አጥር ስንል ቤቱን የሚሸፍን ነው እስከላይ ድረስ ስለዚህ ትልቅ የድንጋይ ፍላጎት ትልቅ ድንጋይ ይፈልጋል ማለት ነው። ድንጋይ የሚፈልግ ከሆነ ደግሞ ድንጋይ መሰብሰብ ይጠበቅብናል ማለት ነው። ስለዚህ ብዙ ጊዜ ድንጋይ እሰበስባለሁኝ በተቻለ መጠን ባለን ጊዜ ውስጥ። ለድንጋይ እንደውም ዋጋ አልሰጠነውም ብዬ ነው የማስበው። በነገራችን ላይ በየቦታው ተጥሎ ነው የምናየው በተለይ በሀገራችን ሁኔታ። በማይጠበቅበት ሁኔታ ሁሉ ተጥሎ እናገኘዋለን ድንጋዩን በእነዚህና በመሰል ምክንያቶች ለድንጋይ ብዙ ዋጋ አልሰጠነውም ብዬ አስባለሁ። በእኔ ግምት ማለት ነው። ከዚህ በተጨማሪ ደግሞ ድንጋይ ወሳኝ ነገር ነው። በነገራችን ላይ ወደ ላይ ያለው ህንፃ ከድንጋይ ግንባታ በኋላ የምንሰራው ነገር በሙሉ ጠንካራ ቢሆን እንኳን ከስር ያለው ድንጋዩ ጠንካራ ካልሆነ ያ ቤት ወይንም ያ ህንፃ የሚፈርስበት ሁኔታ ነው የሚኖረው። ስለዚህ በታች ያለው ነገር ግን ጠንከር ያለ ድንጋዩ ጠንከር ያለ ሆኖ በትክክል የተሰራ። ግንባታ ከሆነ ከስር ያለው አንደኛ ወደ ስርም ስጋት አይኖርብንም ከላይ ያለውን ነገርም ምንም አይነት ችግር አይፈጠርበትም ማለት ነው። ስለዚህ በጣም ድንጋይ ወሳኝ እና በጣም አስፈላጊ ነገር ነው የሚሆነው። ከቤታችን በተጨማሪ ብዙ ጊዜ። ከቤታችን የሚወጣውን በተለይ ፈሳሽ ቆሻሻ የምናጠራቅምበት ጉድጓድ ይኖራል። ያ ጉድጓድም የሚሰራው በድንጋይ ነው። በድንጋይ ግንባታ ነው ከስር ጀምሮ እስከ ላይ ድረስ የሚወጣው እስከ ከመሬት ከመጨረሻው የመሬት ደረጃ እስከ ላይ ድረስ እስከ ላይ ድረስ እስከምንፈልገው ከፍታ ድረስ የሚደርስልን በድንጋይ ነው ድንጋዮቹን እያያዝን በ በሰሚንቶ በአሸዋ በጠጠር እየደገፍን ነው እስከላይ ድረስ የምናወጣው። ስለዚህ ትልቅ የድንጋይ ፍላጎት አለ ማለት ነው። ለፍሳሽ ቆሻሻዎቻችንም አንድ ላይ ለማጣራቀም ማለት ነው። ስለዚህ በዚህ ጊዜ የድንጋይ ፍላጎታችን ትልቅ ነው ስለዚህ የድንጋይ ፍላጎታችን ትልቅ ከሆነ ደግሞ ድንጋይ መሰብሰብ ግዴታ ነው የሚሆነው። ለምን? አሁን ላይ የድንጋይ ዋጋም በገበያ ደረጃ በጣም ውድ እየሆነ ነው። ከአመት ከሁለት አመት ከነበረው ዋጋጋ ስናነጻጽረው በጣም በትልቁ እየጨመረ ነው። ለምን ቢባል የሰው ፍላጎት ቤት ሰው በጣም ቤት እየሰራ ነው። ፍላጎቱ ሰፊ ነው። የድንጋይ እጥረቱ ደግሞ አለ ያ ማለት በቅርብ ድንጋይ ማግኘት አይቻልም በጣም ራጭ ያለ ቦታ ተጉዘን ነው ድንጋይ የሚገኘው። በእነዚህ በእነዚህ ምክንያቶች የድንጋይ ዋጋ ከጊዜ ጊዜ እየጨመረ ነው የመጣው አሁንም ዋጋው በዚህ ልክ በቂ ነው ባይባልም ማለት ነው። ስለዚህ እንደ አጠቃላይ ድንጋይ ሰብሰብ ታደርጋለህ ወይ የሚለው? ነገር አዎ ድንጋይ እሰበስባለሁ በተቻለ መጠን አሁን ላይ ግንባታ ላይ ስለሆንኩ ድንጋይ እየሰበሰብኩ ወጪዎቼን ለማቅለብ ወይም ወጪዎችን ለመቀነስ እሞክራለሁ ይሄንን ለማንሳት የፈለኩት አመሰግናለሁ

አመሰግናለሁ የዚህኛው ርዕሰ ጉዳያችን የሚለው ደግሞ ስራ አድካሚ ነው ወይ የሚል ነው? አዎ የምሰራው ስራ አድካሚ ነው። ለምን ቢባል የምሰራበት መስሪያ ቤት ወይንም የምሰራበት ቢሮ። ከትምህርት ጋር የተያያዘ ቢሮ ነው የምሰራው ስለዚህ ከትምህርት ጋር የተያያዘ ቢሮ ስለሆነ ረጅም ሰዓት መቆም ይፈልጋል። ረጅም ሰዓት መቆም ይፈልጋል ምናልባት በቀን ውስጥ አራት አምስት ሰዓት በትንሹ በትንሹ መቆም ይፈለጋል። አንድ ሰው ደግሞ አራት አምስት ሰዓት መቆም ትንሽ አድካሚ ነው የሚሆነው ስለዚህ አድካሚ ነው። ይሄ ብቻም ሳይሆን አራት ሰዓት አምስት አራት ሰዓት አምስት ሰዓት ቆሞ ለማስተማር ደግሞ የራሱ ዝግጅት ያስፈልገዋል። የራሱ ዝግጅት ያስፈልገዋል ስለዚህ ለዛ ያንን ለማስተማር ደግሞ የምናዘጋጃቸው ቤት ውስጥ ነገሮች ይኖራሉ። ለተማሪዎች የምናዘጋጃቸው ነገሮች አሉ እነዚህ እነዚህ ሁሉ ተደምረው ስራዬን አድካሚ ያደርጉታልኝ ይሄ ብቻ አይደለም። የተማሪ ቁጥሩ በዛ በሚልበት ሰዓት ደግሞ አሳይመንት የግሩፕ ስራዎችን ፈተናዎችን የሚሰጡ የተለያዩ የክፍልም ሆነ የቤት ሰራዎችን በጥንቃቄ ማረም ይጠይቃል። በጥንቃቄ ማረም ስናርም ደግሞ ምንድነው ጊዜ ይወስዳል ማለት ነው። ጊዜ ይወስዳል የሁሉንም ተማሪዎች በትክክል በትክክል የምናርም ከሆነ ወይንም በደንብ የምናርም ከሆነ ምን ይፈልጋል ማለት ነው ጊዜ ይፈልጋል ጊዜ የምፈልግ ከሆነ ድካሙም በዛው ልክ ይጨምራል ማለት ነው። በዋናነት ስለዚህ ስራ አድካሚ ነው ወይ የሚለው ጥያቄ ለመመለስ ያክል አዎ ስራዬ አድካሚ ነው። ቀደም ብዬ ባነሳኋቸው ምክንያቶች ማለት ነው። አንደኛ ረጅም ሰዓት መቆም ይፈልጋል። ስራው ሁለተኛ ተማሪዎችን እንዲገባቸው አድርጎ መናገር አለ ከመቆም በተጨማሪ ማውራት አለ ማውራትም ይፈልጋል ስለዚህ መቆሙ ሲደመር ማውራቱ አለ እሱም በራሱ ትልቅ ድካም ነው የሚሆነው። ከዚህ በተጨማሪ ደግሞ ቤት ውስጥ ከ ቤት ውስጥም ይሁን ቢሯችን ውስጥ የምንሰራቸው ስራዎች ይኖራሉ። ቀደም ብዬ እንዳነሳሁት የተማሪ ውጤቶችን ማረም ፈተናዎችን ማዘጋጀት የግሩፕ ስራዎችን ማዘጋጀት የክፍል ስራዎችን ማዘጋጀት የቤት ስራዎችን ማዘጋጀት እንደዚህ እንደዚህ አይነት ተጨማሪ ስራዎች አሉብን እነዚህን ነገሮች በምንሰራበት ጊዜ በዋናነት ስራችን አድካሚ ያደርገዋል ማለት ነው። አድካሚ የሚያደርገው ምንድነው? ከማስተማር ጋር የተያያዘ ስራ ቢሮ ውስጥ ብቻ ጨርሰነው የምንወጣው ወይም ስራ ቦታ ጨርሰን የምንወጣው ብቻ ስራ አይደለም ከስራ ቦታ ውጪ መስራት ይጠበቅብናል። ለምሳሌ ነገ ማስተማር ካለብኝ አዲስ ርዕስ ከሆነ የማስተምረው ለዛ አዲስ ርዕስ ራሴ የሚዘጋጁ ያንን ርዕስ የሚያግዙ ነገሮችን ማስተካከል አለብኝ። እሱ የመጀመሪያ ስራዬ ነው። ሁለተኛ ደግሞ ያን ነገር በደንብ ማንበብ አለብኝ በደንብ አንብቤ እንዴት አድርገው ነው? ተማሪዎችን በምን መልኩ ባስረዳቸው ይሄኛው ነገር ግልጽ ይሆናል። ምን ምን ተጨማሪ? ነገሮችንስ አብሬ አያይዤ ማስተማር አለብኝ ልጆቹ የተሻለ ነገር ሰርተው ውጤታማ እንዲሆኑ ወይንም ደግሞ ነገ ጠዋት ወደ ስራ አለም ሲቀላቀሉ አሁን የምሰጣቸው ነገር በምን መልኩ ነው የሚጠቅማቸው እና ለራሳቸውም ይሁን ለማህበረሰባቸው የተሻለ ስራ ሰርተው የሚያልፉት የሚለውን ነገር እሱን ማሰብም ይጠይቃል ማስተማር ማሰብም ይፈልጋል እንዴት አድርጌ ባስተምር ነው ለተማሪዎች ግልጽ የሚሆነው የሚለው ነገር ማለት ነው። ስለዚህ እነዚህ እነዚህን ነገሮች ስንደማምር በአጠቃላይ ምን ይፈጠራል ማለት ነው። በዋናነት ስራችን አድካሚ ያደርገዋል ከትምህርት ጋር የተያዘው ስራ ቁጭ ብለን የምንሰራው ብቻ ስራ ስላልሆነ ማለት ነው። ስለዚህ እንደ አጠቃላይ ጥያቄውን ለመመለስ ያክል ስራ አድካሚ ነው ወይ አዎ አድካሚ ነው። ለምን ቀደም ብዬ ባነሳኋቸው ምክንያት ረጅም ሰዓት መቆም ይፈልጋል። ረጅም ሰዓት ማንበብ ይፈልጋል ረጅም ሰዓት ማውራት ይፈልጋል ረጅም ሰዓት ተቀምጦ የተማሪዎችን ውጤት በስርዓት አይቶ መሙላትና ማረም ስለሚፈልግ በእነዚህ በእነዚህ ምክንያቶች ስራዬ አድካሚ ነው። ይሄንን ነው ለማንሳት የፈለኩት አመሰግናለሁ

አመሰግናለሁ የትውልድ ከተማህ የት ነው? የሚል ነው ጥያቄው። የትውልድ ከተማዬ በመጀመሪያ ደረጃ በሀገር ደረጃ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ሆኖ ደግሞ በክልል ደረጃ አማራ ክልል የሚባል ክልል ላይ ነው። በዞን ደረጃ ስንመጣ ደግሞ ደቡብ ጎንደር የሚባል ዞን ውስጥ ነው። ከደቡብ ጎንደር ውስጥም ደግሞ ደብረ ታቦር የሚባል ከተማ ወይንም የደቡብ ጎንደር ዞን። ዋና ከተማ የሆነችው ደብረ ታቦር የሚባል ከተማ ላይ ነው። የትውልድ ከተማዬ። ከተማዬን በጣም እወዳታለሁ በነገራችን ላይ በስራ ምክንያት እዛ ቦታ ላይ ባልኖርም ረጅም ጊዜ ያሳለፍኩት እዛ ነው። ከመጀመሪያው እትብቴ ተቀብሮ ነው የሚባለው እትብቴ ከተቀበረበት ጊዜ አንስቶ እስከ አስራ ሁለተኛ ክፍል ድረስ እስከ አስራ ሁለተኛ ክፍል ድረስ ማለት በጣም ረጅም አመት ነው። በትምህርት አስራ ሁለት አመት አለ ከትምህርት በፊት ስድስት አመት አለ እንደዚህ ስለማመድ ወደ አስራ ስምንት አመት አስራ ስምንት አመት አካባቢ አሳልፌበታለሁ እዛ ከተማ ላይ ቤተሰቦቼ ጋር ሆኜ ማለት ነው። ስለዚህ በጣም የምወደው ከተማ ነው። ብዙ ትዝታዎች ስላሉኝ ማለት ነው ብዙ ትዝታዎች አሉኝ። ብዙ ጓደኞች አሉኝ በእነዚህ አስራ ስምንት አመታት ውስጥ በሰፈር ደረጃ ያፈራኋቸው ጓደኞች ከሰፈር ውጪም ደግሞ በትምህርት ቤት ደረጃ ያፈራኋቸው በጣም ብዙ ጓደኞች ይላሉኝ ከተማዬን በጣም ነው የምወዳት። ከተማዋም ጥንታዊ ከተማ ነች በነገራችን ላይ ደብረ ታቦር ማለት በጣም ጥንታዊ ከተሞች ናቸው እንደዚህ ደብረ ታቦር ደብረ ብርሃን ደብረ ማርቆስ የሚባሉ ከተሞች አማራ ክልል በምንመጣበት ጊዜ በጣም ረጅም አመቶች ናቸው። ለምሳሌ ወደ ደብረ ታቦር ብንመጣ ወደ ስድስት መቶ ምናምን አመት ይሆናታል ከመሰረተች ከስድስት መቶ ሃምሳ በላይ አመት ይሆናል አጠቃላይ ይሄ ማለት በጣም ረጅም አመት ነው በጣም ረጅም አመት ነው ማለት። የሀገራችን ትልልቅ ዋና ዋና ከተሞች የሚባሉት ለምሳሌ እነ አዲስ አበባን እነ ሀዋሳን እንኳን ብንወስድ የቅርብ ናቸው። በጣም አዲስ አበባ መቶ ምናምን አመቷ ነው ወደ ሀዋሳ ብንወስድ ብንሄድ ደግሞ ከሃምሳ አመት ያላለፈ እድሜ ነው ያላት። ነገር ግን እንደ ደብረታቦር የሚባሉ ከተማዎች ግን ስድስት መቶ ምናምን አመት ሆኖ ነው የምናገኛቸው። ነገር ግን እንደ እድሜያቸው ያላደጉ ከተማዎች ናቸው በተለያየ ምክንያት በተለያየ ምክንያት ያላደጉ ከተማዎች ናቸው። ከመሰረተ ልማት ጋር በተያያዘ በቂ የሆነ መሰረተ ልማት የሌላቸው ያ ማለት በቂ የሆነ መንገድ የሌላቸው በቂ የሆነ የህክምና አገልግሎት የማይሰጡ ትልልቅ የህክምና ጉዳዮች ሲገጥሙን እዛ ሆኖ መታከም የማይቻልባቸው ሌላ ቦታ መሄድ ግድ የሚሆኑባቸው ከተማ ከተማ ነች። ከዛም በተጨማሪ እንደ ከተማዋ ብዙ በተፈጥሮ የተሰጣት ፀጋ አላት። በነገራችን ላይ ተፈጥሮ ማዕድን እንዲህ እንዲህ ታሪካዊ ቦታ ነች ታሪካዊ ቦታ ነች ስንል ብዙ ሊጎበን የሚችሉ ቦታዎች አሉ። በነገራችን ላይ ለምሳሌ ደብረ ታቦር እየሱስ የሚባል ቦታ አለ። በጣም ታሪካዊ ታሪካዊ ቅርሶች ያሉበት በፊት በኢትዮጵያ ደረጃ የዛ አካባቢ መሪዎች ሲጠቀሙባቸው የነበሩ ቁሳቁሶች አሁንም ድረስ የነዛ መሪዎች መቃብር ያለበት ቦታ ሆኖ እናገኘዋለን። ያን ቦታ ከዛ በተጨማሪ ደግሞ አጼ ቴዎድሮስ አጼ ቴዎድሮስ የሚባሉ የዘመነ መሳፍንት እድሜ እንዲጨርስ ያደረጉ ወይንም እንዲቆም ያደረጉ ሰው አሉ። እሳቸው ለመጀመሪያ ጊዜ የቴክኖሎጂ መንደር የገነቡበት ጋፋት የሚባል የቴክኖሎጂ መንደር የገነቡበት መድፍ በአፍሪካ ደረጃ አይታሰብም። ግን ከውጭ ባለሙያዎችን አስመጥተው መድፍ አሰርተው በነዛን ባለሙያዎች ቀጥረው መድፍ ካሰሩም በኋላ ምንድነው አደረጉ መድፉን በትክክል መስራቱን አረጋግጠው ከእነዛ ሰዎች ጋር የተለያዩበት ሁኔታ ነው ያለው ማለት ነው። ስለዚህ የትውልድ ከተማህ የትነው? የሚለውን ለመመለስ ደብረ ታቦር ነው በዋናነት ደብረ ታቦር በጣም ረጅም እድሜ ያስቆጠረች ረጅም አመታት የሆነች በጣም ረጅም ጊዜ የሆናት ከስድስት መቶ አመት በላይ የሆናት ከተማ ነች። ሁለተኛም ታሪካዊ ከተማ ነች ብዙ ሊጎበኙ የሚችሉ ቦታዎች ያለባት ከተማ ነች። በነገራችን ላይ በእድሜዋ ልክም ያላደገች ነች። በእድሜዋ ልክም ያላደገች ከተማ ነች አሁን ላይ ግን ትልቅ መነቃቃት እያየን ያለንበት ሁኔታ ነው ያለው። በተለያዩ ምክንያቶች ስለዚህ ከትውልድ ከተማዬ ጋር በተያያዘ ይሄንን ለማንሳት የምፈልገው እንዳጠቃላይ አመሰግናለሁ

አመሰግናለሁ ደሞዝ በየትኛው ቀን ታገኛለህ ለሚለው መነሻ ሀሳባችን። ብዙ ጊዜ እኔ የምሰራበት ተቋም ይሁን ወይንም እንደ ኢትዮጵያ ሀገራችን ደሞዝ የሚታሰበው በወሩ መጨረሻ ቀናቶች አካባቢ ነው። በወሩ መጨረሻ ቀናቶች አካባቢ ስንል የወሩ መጨረሻ የኢትዮጵያ አቆጣጠር ከሌሎች አቆጣጠር ይለያል። በእኛ አቆጣጠር ከሃያ አምስት በኋላ ከሃያ አምስት እስከ ሰላሳ ባለው ነው። ብዙ ጊዜ ደግሞ እዚህ ኢትዮጵያ ውስጥ የሚከፈለው ወይንም የደሞዝ ቀናቶች ተብሎ የሚታሰበው ማለት ነው። ስለዚህ ወደ እኔ መስሪያ ቤት ስመጣ ብዙ ጊዜ ደሞዝ ቀን ብለን የምናስበው በሃያ አራት እና በሃያ አምስት ነው። በሃያ አራት በወሩ ገባ በገባ በሃያ አራተኛው ቀን ወይንም ወሩ በገባ በሃያ አምስተኛው ቀን ነው ብዙ ጊዜ ደሞዝ ቀናችን ማለት ነው። ያው እንደሚታወቀው ይሄን ቀን በጉጉት ስለምንጠብቀው ምክንያቱም የዛኛውን ወር ደሞዝ ጨርሰን ይሄ የዚኛውን ወር ለማግኘት ወይንም ወደፊት ለሚመጡት ወጪዎቻችን የምንዘጋጅበት እና የሚያስፈልገን ወቅት ላይ ስለሚሆን በጣም በጉጉት ከምንጠብቃቸው ቀናቶች መካከል የደሞዝ ቀን ነው ብዬ ነው የማስበው። ያው ኢትዮጵያ ውስጥ በእኔ አረዳድ የደሞዝ ቀናቶች ወደ መጨረሻ ወይንም ከስራ በኋላ እንዲሆን የተደረጉት። በእንትን ይመስለኛል በምክንያት ይመስለኛል ለምሳሌ አንድ ሰው ሰላሳ ቀን ሊሰራ ይችላል ከሰላሳ ቀን በታች ሊሰራ ይችላል እንደየ እንደየ ሁኔታው ማለት ነው። ስለዚህ በዚህ ጊዜ ምንድነው የሚደረገው ሙሉ ወሩን ያልሰራ ስለው ምናልባት ደሞዝ ላያገኝ ይችላል። ህጎች አሉ የተቀመጡ ህጎች ደግሞ የተወሰኑ ቀናቶችን ያለ ፍቃድ ያለ ፍቃድ የቀረ ሰው ካለም በተመሳሳይ በእነዛ ቀናቶች ደሞዙ ተሰልቶ ይቆረጣል። ስለዚህ መጨረሻ ቀናቶቹ ላይ ሲገባ ደሞዝ የነዛ ቀናቶች ተቀንሶ የቀረባቸው ቀናቶች ተቀንሶ ነው ደሞዝ የሚከፈለው ማለት ነው። ስለዚህ ለምን ያገለግላል ማለት ነው? እንደኛ በስራ ቦታ ያልተገኘውን ሰው ለመቅጣት ለመቅጣት ማለት በስራ ቦታ ባልመገኘቱ ምክንያት ሰው እርምጃ ያስፈልገዋል። ለምን ያ ሰው የተሻለ ነገር መስራት ስላለበት ወደፊት ራሱን ማሻሻል ስላለበት ማለት ነው። ስለዚህ እንደዚህ አይነት ነገሮች እንደዚህ አይነት ነገሮችን ለማድረግ ብዙ ጊዜ በኢትዮጵያ ሀገራችን ይሁን በተቋማችን ደሞዝ በወሩ መጨረሻ ቀናቶች ነው የሚታሰበው ማለት ነው። ያው ከደሞዝ ጋር በተያያዘ ልናነሳቸው የምንችላቸው ነገሮች ምንድን ናቸው? ብዙ ጊዜ አሁን ላይ ደሞዝ በተለይ ቋሚ ተከፋይ የሚባለው ሰራተኛ ተጎጂ የሆነበት ያለው ሁኔታ ነው ያለው ለምን ቢባል። ነገሮች ከጊዜ ጊዜ እየጨመሩ ናቸው። የምንገዛቸው እቃዎች ከሳምንት ሳምንት ከወር ወር ከቀን ቀን ትናንት የነበረው ገበያ ዛሬ ላይኖር ይችላል ጨምሮ የምናገኝበት ሁኔታ ይኖራል መቀነስ የሚባለው ነገር ስለተረሳ ማለት ነው። ስለዚህ በእንደዚህ አይነት ጊዜ ላይ ቋሚ ደሞዝ ያለው ሰው ምናልባት ደሞዝ የተስተካከለው ከዛሬ ሶስት አመት አራት አመት በፊት ቢሆን እና የዛሬ ሶስት አመት አንድ እቃ አንድ የምንገዛውን እቃ የዛሬ ሶስት አመት ያለውን ወጋ እና አሁን ያለውን ዋጋ እንኳን ብናነጻጽር በጣም ትልቅ ልዩነት ነው ያለው። አንዳንዶቹ ላይ እስከ እጥፍ ከእጥፍም በላይ ልዩነት የምናገኝበት ሁኔታ ይኖራል። ስለዚህ ደሞዝተኛው ይሄ ቋሚ ገቢ ያለው ሰው ተጎጂ የሆነ የመጣበት ሁኔታ ነው ያለው ለምን እንደየሁኔታው ደሞዙ ስለማይስተካከል ማለት ነው እንደየወቅቱ ወይም እንደየጊዜው ስለማይስተካከል። ነገር ግን ወጪዎቻችን ደግሞ ከቀን ቀን ከሳምንት ሳምንት ከወር ወር በጣም ትልልቅ ልዩነት እያመጡ ስለሆነ ቋሚ ደሞዝተኛው ብዙ ጊዜ እየተቸገረበት ያለውን እውነት እናገኛለን በአጠቃላይ ማለት ነው። ስለዚህ ደሞዝ በየትኛው ቀን ታገኛለህ? የሚለው ጥያቄ እኔ ወይንም እኔ የምሰራበት ተቋም ብዙ ጊዜ የሚከፍለው ደሞዝ። ወሩ በገባ በሃያ አራተኛው ቀን ወይም በወሩ ገባ በሃያ አምስተኛው ቀን ነው እንደ አጠቃላይ እንደ ኢትዮጵያ ሀገራችን በተለይ የመንግስት ሰራተኛ የሚባለው ደሞዝተኛ የሚከፍለው ወይንም ደሞዝ የሚያገኘው ወሩ በገባ በመጨረሻዎቹ ከሃያ ከምስት እስከ ሰላሳ ባሉት ቀናቶች ነው ማለት ነው። በዚህ ርዕሰ ጉዳይ ላይ ማንሳት የፈለኳቸው ነጥቦች እነዚህ ናቸው። አመሰግናለሁ

አመሰግናለው ማቅረቢያ ማድረግ ትችላለህ? ወይ ለሚለው አዎ ብዙ ጊዜ አደርጋለው። ጥሩ ነውም ብዬ ስለማስብ ማለት ነው። ማቅረቢያ ማድረግ ጥሩ ነው ብዬ አስባለውኝ። ለምን? ግንኙነቶቻችን ያጠነክራል ለአንድ ሰው የሆነ ነገር ባቀረብን ቁጥር ግንኙነቶቻችን ያጠነክራል በመሃላችን ያለውን ነገር በጣም ጠንካራ ያደርጋል። ሁለተኛ ለዛ ሰው ባሳባችን ለዛ ሰው ጥሩ ማሰባችን ለዛ ሰው ወደፊት ለሚሰራቸው ነገሮች ጥሩ ምኞት እንዳለን ለዛ ሰው ወደፊት ለሚሰራው ነገር ከጎኑ እንዳለን ይናገራል ብዬ አስባለው። ማቅረቢያ ማድረግ ስለዚ ማቅረቢያ ማድረግ እችላለሁም ብዙ ጊዜም አደርገዋለው። ተገቢ ነው ወይንም አስፈላጊ ነው ብዬ ስለማስብ ማለት ነው። እንዲደረግም እመክራለው ብዙ ሰው ለኔ ይሁን ለሌላ ሰው እንዲያደርግ እመክራለሁ። ለምን? ዋጋቸው ትልቅ ነው በነገራችን ላይ ማቅረቢያ ስናደርግ ዋጋቸው ትልቅ ነው ዋጋቸው ማለት ለምናቀርብለት ሰው ሚኖሯቹ ዋጋ ትልቅ ነው ሚሆነው። ለምን? ይሄ ሰው በዚ ልክ ያስብልኛል። ወይ ይሄ ሰው በዚ ልክ ይጨነቅልኝ ነበር ወይ? ይሄን ነገር ሳደርግ እንደዚ አይነት ነገር ማቅረቢያ ያደረገልኝ በዚ ልክ ይጨነቅልኝ ነበር ወይ በዚ ልክ ያስብልኝ ነበር ወይ? ስለዚ ከዚ ሰው ጋር ግንኙነቴን ጠንከር ማድረግ አለብኝ ግንኙነቴን ወደተሻለ ደረጃ ከፍ ማድረግ አለብኝ። እያለ ምን ማድረግ ይችላል ማለት ነው። በመካከላቸው ያለውን ግንኙነት ጠንካራ እንዲሆን ከነበረበት ከፍ ወዳለ ደረጃ እንዲያደርስ ያደርጋል ማለት ነው። ማቅረቢያ ማድረግ በነገራችን ላይ። ለሚቀርብለት ሰው ብቻ ሳይሆን ለአቅራቢውም ጥሩ ነው ብዬ አስባለውኝ። ለምን? ለአቅራቢውም ሚያግዘው ነገር አለ። ምክንያቱም ለአንድ ሰው የሆነ ነገር ባቀረብን ቁጥር ውስጣችን ሚሰማው ስሜት አለ ደስ ሚል ስሜት አለ። ያን ነገር በማድረጋችን ምክንያት አእምሮአችን ነፃ ነው። ሁለተኛ ከዛ ሰው ጋርም ወደፊት ግንኙነታችን ማጠንከር እንደምንፈልግ ያሳያል። ወደፊት ግንኙነታችን አጠንክረን መሄድ እንደምንፈልግ ስለሚያሳይ ስለዚ ለተቀባዩ ብቻ ሳይሆን ለሚያቀርበውም ሰው ለሚያቀርበውም ሰው ጥሩ ነው ከሰው ጋ ያለውን ተግባቦት ይጨምርለታል። ወደፊት ወደፊት ከሰው ጋር ያለውን ግንኙነት ጠንከር ባለ መንገድ እንዲፈጥር ያደርግለታል። ይሄን ብቻ ሳይሆን ማቅረቢያው ትንሽም ሊሆን ይችላል ትልቅም ሊሆን ይችላል በነገራችን ላይ። እሱ አያስጨንቅም ሀሳቡ ብቻ ይመስለኛል። ትልቁ ጉዳይ ሚሆነው። ሀሳቡ ነው እንጂ አንዱ ሰው የተለያየ ነገር ሊያቀርብልን ይችላል። ምናልባት ግን። ዋጋ ምንሰጠው ትንሽ ነገር ያቀረበልንን ነገር ሰው ሊሆን ይችላል። በተቃራኒው ደሞ ትልቅ ነገር አቅርቦልን ደግሞ ዋጋውን ብዙ ላንሰጠው እንችላለን ነው ወይንም ትልቅ ዋጋ ላንሰጠው ምንችልበት ሁኔታ ይኖራል ማለት ነው። ስለዚ ማቅረቢያ ማድረግ ትችላለህ? ወይ ለሚለው ጥያቄ አዎ ማድረግ እችላለሁ። ብዙ ጊዜም አደርጋለሁ። ሰዎችም ቢያደርጉት በጣም በጣም እመክራለውም አበረታታለውም። ሁለተኛም ለኔም ቢቀርብልኝ እፈልጋለው። ሰው አደለው። ሰው ስለኔ ያለውን አመለካከት ሰው ስለኔ ያለውን ሀሳብ ማወቅ እፈልጋለው። ስለዚ ይሄን ለማወቅ አንደኛው መንገድ ሚሆነው ወይንም አንደኛው ነገር ሚሆነው ምንድነው? አንድ ሰው ለኔ ማቅረቢያ ሲሰጠኝ ወይንም የሆነ ነገር ሲሰጠኝ ነው ሚሆነው። ስለዚ ያን ሰጠኝ ማለት ያ ሰው ስለኔ ጥሩ ነገር ያስብልኛል ማለት ነው። ያ ሰው የኔን መሻሻል የኔን እድገት የኔን ወደፊት ይፈልገዋል ማለት ነው። ስለዚ ከዚ ሰው ጋር ጥሩ ግንኙነት መስርቼ ነገሮቼን ማስቀጠል አለብኝ ወደፊት ሚለው ነገር ያመጣልኛል ማለት ነው። ስለዚ ማቅረብ ማቅረብ ማቅረቢያ ማድረግ ትችላለህ? ወይ ሚለው ነገር አዎ በደንብ እችላለሁ ለብዙ ሰዎችም ማቅረቢያ አድርጌያለው። በግንኙነታችን መሰረት አድርጌ የተለያዩ ነገሮችን የተለያዩ ማቅረቢያዎችን ሰጥቻለው። ከብዙ ሰዎችም ጥሩ መልሶችን ወይንም ጥሩ ምላሾችን አግኝቻለው በተመሳሳይ ደግሞ እኔም ብዙ ማቅረቢያዎች ከሰው ተቀብያለውኝ ወድጃቸዋለው ከነዛ ሰዎች ጋርም ያለኝ ግንኙነት አሁን ድረስ በጣም በጠነከረ ሁኔታ። ቀጥሎ ነገሮቻችን በጥሩ ሁኔታ ላይ ነው ያሉት ማለት ነው። አመሰግናለው

አመሰግናለሁ ስለ ቤተሰብህ ንገረኝ የሚለው ርዕሱ ወይንም መነሻ ሀሳቡ? ስለቤተሰቤ በጣም ብዙ ነገር መናገር እችላለሁ በነገራችን ላይ። ምክንያቱም ለሀገር መሰረት ቤተሰብ ነው። ስለዚህ ቤተሰብ ጥሩ በሆነ ቁጥር ሀገር ጥሩ ትሆናለች። ወደ እኔ ስመጣ ስለ ስለቤተሰቤ ለመንገር ያክል። ቤተሰቤ በጣም ጥሩና ጥሩ ቤተሰብ ነው ያሉኝ። በጥሩ ሁኔታ ነው ያሳደጉኝ ከልጅነት እስካሁን ድረስ ማለት ነው። በቤተሰብ ደረጃ አምስት ልጆች አለን። ሁለት ወንዶች ሶስት ሴቶች አካባቢ ነው ያለን። የእድሜ ልዩነታችንም ተቀራራቢ ነው ያ ማለት ምንድነው? በየመሃሉ ሶስት አመት አካባቢ ልዩነት ነው ያለው በመጀመሪያው እና በሁለተኛው በሁለተኛው እና በሶስተኛው በሶስተኛው እና በአራተኛው እንዲህ እያልን እስከ አምስተኛው ልጅ ስንመጣ በየመሃሉ ያለው ልዩነት ሶስት አመት ነው። ስለዚህ ተቀራራቢ እድሜ በእኔና በታላቄ መካከል ያለው እድሜ ተቀራራቢ ነው የሚሆነው ማለት ነው። እና በስርዓት በጥሩ ሁኔታ ነው ያሳደጉኝ ቤተሰቦቼ ስርዓት እንዳውቅ አድርገው ነው ያሳደጉኝ ያ ማለት ምን ለማለት ፈልጌ ነው። ጥሩ ጥሩ ነገሮችን እያስተማሩ የምፈልጋቸውን ነገሮች እያሟሉ የሚጎዱ ነገሮችን ከሚጎዱ ነገሮች እራሴን እንድጠብቅ እየመከሩ እንደዚህ እንደዚህ እያደረጉ ብዙ ነገሮችን ነው አስተምረው ያሳደጉኝ። ለሀገሬ ምን ማድረግ እንዳለብኝ ጠንክሬ መማር እንዳለብኝ ጠንክሬ በመማሬ ምን ማግኘት እንደምችል። ከዛም በኋላ ስራ ቦታ ላይ ስመደብም ለሀገርህ ለሀገርህ ይሄን ይሄን እንድታደርግ ብለው እስከዛ ድረስ የሚደርስ ምክር እየሰጡ ነው ያሳደጉኝ በነገራችን ላይ። ሁለተኛ ወደ መጥፎ ጓደኛ እንዳልይዝ ከ መጥፎ ሰዎች ጋር እንዳልውል መጥፎ መጥፎ ልጆች ጋር እንዳልሆን ትልቅ ትልቅ የራሳቸው የሆነ አስተዋጽኦ አላቸው ማለት ነው በዋናነት። ስለዚህ ቤተሰቦቼ ለኔ በጣም በጣም ወሳኝ ናቸው በጣም ብዙ ነገሮችን አድርገውልኛል። ከብዙ ነገሮች ጠብቀውኛል ብዙ ጥሩ ጥሩ ነገሮችን እንዳደርግ አግዘውኛል። አሁንም ድረስ አሁንም ድረስ እያንዳንዱን ጉዳይ የማማክራቸው እነሱን ነው የሚሆነው። የሆነ ችግር ሲፈጠር ይሄን ይሄን ነገር በምን መልኩ ልፍታው ለምን? ከእኔ ይልቅ እነሱ የተሻለ ልምድ አላቸው። ከእኔ ይልቅ የተሻለ ልምድ ስላላቸው። በዛ ምክንያት ምን ያደርጋሉ ማለት ነው። ይሄን በዚህ መልኩ ብታደርገው። ጥሩ ነው። ትክክለኛ ነገሩ ይሄ ነው ብለው። ሀሳብ ይሰጡኛል ማለት ነው። ቤተሰብ ስመሰርትም የነሱን ፈለግ ነው ለመከተል የሞከርኩኝ በነገራችን ላይ ማለት ሰው ያየውን አይደለ ተግባራዊ የሚያደርገው። ቤተሰቦቼ ሳድግ ምን ነገር ነው እያሳዩ ያሳደጉኝ። በ በአባትና በእናቴ መካከል ምን አይነት ግንኙነት ጥሩ ግንኙነት ነው የነበረው። እሱን ግንኙነት እንዴት አድርጌ ወደፊት ልጠቀመው የሚለውን ነገር በደንብ በደንብ በደንብ እንዳይ አድርገው ነው ያሳደጉኝ። በነገራችን ላይ። ከዛ በኋላም አሁን ተግባራዊ የማደርገው። ትዳር ይዤ ልጅ ወልጄ ስኖር ከዛ ያየሁትን ነው ማለት ነው። ከዛ ያየሁትን ስል ምንድነው? ለማለት ፈልጌ ነው። ከእነሱ ያየሁትን ፍቅር እኔም ፍቅር መስጠት እፈልጋለሁ። ልጆቼንም እማሳድግበት አግባብም ቢሆን ምንድነው የሚሆነው? ያን መሰረት ያደረገ ነው እኔ ባደኩበት ያደኩበት ነገር እኔን ስለጠቀመኝ። ስለዚህ ያንን ልምድ በተሻለ ሁኔታ ጠንካራ አድርጌ በተለያዩ ነገሮች ደግፌ። የተሻሉ የተሻሉ ከእኔም የተሻሉ ልጆች እንዲሆኑ አድርጌ። በሁሉም ህይወታቸው በትምህርት ህይወታቸውን ከሰው ጋር በሚኖራቸው ተግባቦትም። በመንፈሳዊ ህይወታቸውም በመንፈሳዊ ህይወታቸውም ጠንካራ እንዲሆኑ ያ ማለት ሁሉንም የሚያሟሉ ልጆች እንዲሆኑ። በሁለቱም አቅጣጫ ሁሉንም የሚያሟሉ ልጆች እንዲሆኑ አድርጌ ለማሳደግ ጥረት እያደረኩ ነው ማለት ነው። ወደ እኔ ቤተሰብ ስመጣ አንድ ልጅ አለኝ። ያለኝን ልጅም በስርዓት ቤተሰቦቼ እኔን ባሳደጉኝና ከዛም በተሻለ ሁኔታ ከቤተሰቦቼ በወሰድኳቸው ልምዶች ተነስቼ። ልጄን በተለያየ መንገድ። ከሁሉም ሰው ጋር መኖር እንዲችል አድርጌ የተሻለ አመለካከት እንዲኖረው አድርጌ ለማሳደግ ጥረት እያደረኩት ነው ያ ከማን ነው የመጣው? ቤተሰቦቼ ለኔ ካሳዩኝ ፍቅርና እንክብካቤ ነው ማለት ነው። በዚህ ርዕሰ ጉዳይ ላይ ማንሳት የፈለኩት ነጥብ ይሄ ነው። አመሰግናለሁ።

አመሰግናለሁ የደንበኛ እርካታን ታሳውቃለሁ ወይ ነው የሚለው? አዎ በተቻለ መጠን። ስራዬን አክብሬ ለመስራት ነው ምሞክረው የመንግስት ሰራተኛ እንደመሆኔ መጠን ስራዎችን በተረጋጋ መንፈስ ደንበኞችን በሚያረካ መልኩ ለማስተናገድ እሞክራለሁ። ከዛም እርካታቸውን እጠይቃለሁ እርካታቸውን እጠይቃለሁ ማለት ምን እናስተካክል ምን ጥሩ ጎን አለን? በምንሰጣችሁ አገልግሎቶች ውስጥ ተደስታቸዋል ወይ እረክታቸዋል ወይ እነዚህን ነገሮች ለማን እንትን ለማድረግ እሞክራለሁ። ለ ለማያያዝ ማለት ነው ወይንም ለመጠየቅ እሞክራለሁ። ከዛ እርካታቸውን ደግሞ ከእኔ በላይ ላለ ሰው ለማሳወቅ ጥረት አደርጋለሁ። በምን መልኩ ነው ጥረት የማደርገው? ደንበኞቻችን ይሄ ነገር ጥሩ ነው ብለዋል። በዚህ በዚህ በኩል መልኩ ረክተናል ብለዋል። ነገር ግን ደግሞ እነዚህ እነዚህ ጉዳዮች ላይ ቢስተካከሉ ብለው አስተያየት ሰጥተዋል። ስለዚህ የሚመለከተው ሰው እነዚህ እነዚህ ነገሮች በዚህ መልኩ ቢያስተካክላቸው ብለው ጥቆማ ስለሰጡኝ። በዚህ መልኩ ብናስተካክላቸውና ወደፊት ለኛም ለማህበረሰቡም የተሻለ ስራ ብንሰራ ብዬ አስባለሁ ብዬ ይሄንን አስተያየት ለመስጠት እሞክራለሁ በዋናነት ማለት ነው። ስለዚህ የምሰራው ስራም የደንበኛን እርካታ ያማከለ ስራ ለመስራት ነው የምሞክረው። ምክንያቱም የመጨረሻ ግብ ግባችንም መሆን ያለበት ብዬ የማስበው እኔ የአንድ መስሪያ ቤት ወይም የአንድ ግለሰብ የሚሰራው ስራ። ራሱን መጥቀም አይደለም። ራሱን መጥቀም ሳይሆን። የሚሆነው ምንድነው የሚሆነው? ከዛም ያለፈ ነው ማህበረሰቤ ማህበረሰቤን። እንዴት አድርጌ መጥቀም አለብኝ? እንዴት አድርጌ ማህበረ ለማህበረሰቤ አገልግሎት መስጠት አለብኝ? እንዴት አድርጌ የተሻለ ነገር ማድረግ አለብኝ? የሚለውን ነገር ነው የሚያነሳው ማለት ነው። ወይንም የመጨረሻ ግቡ መሆን ያለበት ስለዚህ በተቻለ መጠን የትኛውም ሰራተኛው። የደንበኞቹን እርካታ መጠየቅ አለበት። ደንበኞቹ ረክተዋል በሚሰጠው አገልግሎት አረኩም ካረኩ ምን እናስተካክል ከረኩ ምኑን እናስቀጥል ወይንም ያን ነገር በደንብ ውጤታማ በሆነ መልኩ ማስቀጠል። ከዛም አለፍ ሲል መስተካከል ያለባቸውን መስመሪያ መያዝ ያለባቸው ነገሮች ካሉ መስመር እንዲይዙ ለማድረግ የደንበኛ እርካታን መጠየቅ አስፈላጊ ነው። የደንበኛ እርካታንም ማሳወቅ ጥሩ ነው። ብዬ አስባለሁ ምክንያቱም በእኔ ብቻ የማይፈቱ ችግሮች ይኖራሉ። አንዳንድ አስተያየት ተሰጥተው የአስተያየት ደንበኞችን ያላረካ ሊሆን ይችላል። ያንን እርካታ ለመመለስ ምን ማድረግ ሊኖርብን ይችላል? የተለያዩ ሰዎች አስተዋጽኦ ሊኖሩባን ሊኖራቸው ይገባል። ያ ማለት ከእኔ ጋር አብረው የሚሰሩ ሰዎች ከእኔ በላይ ስራውን የሚያስተዳድሩ ሰዎች ወይንም የሚያሳልጡ ሰዎች የራሳቸው የሆነ ሀላፊነት አለባቸው በዚህ ጊዜ ምን ማድረግ አለብን? ነገሮቻችን በጋራ ማየት አለብን ማን ምን ያስተካክል ማን በምን መልኩ ችግሮችን ይፍታ? እንየዚህንና መሰል ነገሮችን ከወሰድን ምን ማድረግ እንችላለን ማለት ነው። የደንበኞቻችን እርካታ ለበለያ ሀላፊዎቻችን እናሳውቃለን የደንበኞቻችን እርካታ እንጠይቃለን የደንበኞቻችን ርካታ ከጠየቅን በኋላ ከረኩ ወደፊት ደግሞ ከዛ የተሻለ አገልግሎት ለመስጠት ያገለግለናል። የተነሱ አስተያየቶች ወይንም ጥቆማዎች ካሉ ደግሞ ማስተካከል ያለባቸው እንደዛ አስተያየቶችና ጥቆማዎች። በምን መልኩ በምን መልኩ ብናስተካክላቸው ወደፊት እነዚህ አይነት ነገሮች ተመልሰው እንዳይመጡ አድርገን የተሻለ ነገር መፍጠር እንችላለን የሚለውን ነገር ለማስረዳት ወይንም ለማሳየት። ያግዘናል ማለት ነው። ስለዚህ እንደ አጠቃላይ የደንበኛን እርካታ ታሳውቃለህ ወይ የሚለውን ነገር ለመመለስ ያክል አዎ አሳውቃለሁ። ባሳውኩት መሰረት ደግሞ ወደፊት ደንበኞቼ የተሻለ አገልግሎት እንዲያገኙ የምንሰጣቸው አገልግሎቶች ሁሉንም ያማከሉ ወልቦ ወይንም ሁሉንም ያረኩና የተሻሉ አገልግሎቶች እንዲሆኑ ለማድረግ ስለሚያገለግሉን የደንበኛን እርካታ በተቻለ መጠን በእያንዳንዱ እንቅስቃሴ ወይንም በእያንዳንዱ ስራዬ አለማሳወቅ ጥረት አደርጋለሁ ማለት ነው። የደበኛ እርካታን ታሳውቃለህ በሚለው ርዕሰ ጉዳይ ላይ ያነሳኋቸው ሀሳቦች እነዚህ ናቸው። ስለነበረን ጊዜ አመሰግናለሁ

አመሰግናለሁ። የቅጥር ሂደት እንዴት ነው? የሚል ርዕስ ነው የዚህኛው መወያያ ርዕሳችን የሚሆነው። የቅጥር ሂደት ብዙ አይነት ሂደቶች አሉት። በነገራችን ላይ የተወሰኑትን ለማንሳት ልሞክር አንዳንድ ቅጥሮች በተለይ በመንግስት ተቋማትና ትልልቅ ድርጅቶች ምንድነው የቅጥር ሂደታቸው መጀመሪያ ፍላጎታቸውን ያሳውቃሉ። እንደዚህ እንደዚህ አይነት ሰው እፈልጋለሁ ብለው ለሚመለከተው የድርጅቱ ክፍል ያሳውቃሉ ያ የሚመለከተው ድርጅት ክፍል ደግሞ መመሪያዎችን ያያል መመሪያዎችን ያይና ይሄን ይሄን ስራ ሊሰራልን የሚችል ሰው በምን ሙያ የተመረቀ ነው? ምን አይነት የስራ ለምድ ያለው ነው? የሚለውን ነገር ደግሞ በተሰጠው ሀላፊነት መሰረት ምን ያደርጋል ማለት ነው መስፈርቶችን ያዘጋጃል ማለት ነው። መስፈርቶችን ካዘጋጀ በኋላ የቅጥር ማስታወቂያ ያወጣል የቅጥር ማስታወቂያ በተለያየ መንገድ ያወጣል። አንደኛ በጋዜጦች ሊያወጣ ይችላል በሬዲዮ በቴሌቪዥን በማህበራዊ መገናኛ ዘዴዎች ወይንም ደግሞ ማስታወቂያ መለጠፊያ ሰሌዳዎች ይኖራሉ ቢሮው ውስጥ ያሉ ወይንም ከተማ ውስጥ ያሉ ማስታወቂያ መለጠፊያ ሰሌዳዎች ይኖራሉ። ስለዚህ ያንን ማስታወቂያ ያወጣል ማለት ነው ያንንም ማስታወቂያ ካወጣ በኋላ ምን ያደርጋል ቀጣዩ ደረጃ የሚሆነው ጫኖች ይኖራሉ ከዚህ ቀን እስከዚህ ቀን እነዚህ እነዚህ ነገሮች አሟልታችሁ ተመዝገቡ የሚል በእነዛ ቀናቶች ውስጥ እነዛን መስፈርቶች የሚያሟሉ ሰዎች ይመዘገባሉ። የቀጣዩት ስራ እነዛ መስፈርቶች አሟልተው መመዝገባቸውን ካረጋገጠ በኋላ የማጣራት ስራ ይሰራል። በተለይ በተለይ በጣም ብዙ ያመለከተ ሰው ካለ ሁሉንም ማስተናገድ ሊከብድ ይችላል ስለዚህ መስፈርቶችን ያወጣል ከወጡት መስፈርቶች በተጨማሪ ተጨማሪ መስፈርቶችን ያወጣና የተመዘገበውን ሰው ቁጥሩ ይቀንሳል ማለት ነው ቁጥሩን ይቀንስና ምን ያደርገዋል ዝቅ እንዲል ያደርገዋል ቁጥሩ ማለት ነው መስፈርቶችን ያወጣል እነዛ መስፈርቶችን የሚያሟላ ሰው ለፈተና እንዲቀመጥ ያደርግና ምን ያደርጋል ማለት ነው የፈተና ቀናቶችን ያመቻቻል የፈተና ቀናቶችን ያመቻቻል እንደየሁኔታው የተግባርም የጽሁፍም ፈተና ሊኖር ይችላል። የተግባርም የጽሁፍን ፈተና ይሰጥና ደግሞ ከእነዛ ከተግባርም የጽሁፉን ፈተና ከወሰዱት ውስጥ የተሻሉ የሚባሉትን ይመርጣል። የተሻሉ የሚባሉትን ይመርጣል አንድ ብቻ ሳይሆን ከአንድ በላይ ሰዎችን ይመርጣል በዋናነት። ከአንድ በላይ ሰዎችን ከመረጠ በኋላ ቀጣዩ ደረጃ የሚሆነው የፊት ለፊት ጥያቄና መልስ ይኖራል ወይንም ኢንተርቪው የምንለው ነገር ማለት ነው ፊት ለፊት ያንን እነዛን ሰዎች የተመረጠው ወይም የተሻለ በጽሁፍ ፈተና እና በተግባር ፈተና ያገኙትን ሰዎች ቀጥታ ኢንተርቪው ይደረጋሉ ወይንም የቃል መጠይቅ ይደረግላቸዋል። የቃል መጠይቅ የተለያዩ ጉዳዮችን አንስቶ ከድርጅቱ ጋር ሊሆን ይችላል ከድርጅቱ ውጪ የሆኑ ጠቅላላ ነገሮችም ተነስተው ይጠየቃሉ። ከዛ በኋላ የተለያዩ ሰዎች ያወራሉ እነዛ ሰዎች የየራሳቸውን መስፈርቶች ያወጡና እነዛን ሰዎች ይመዝናሉ ማለት ነው። እነዚህ ሰዎች ይመዝኑና ከነዛ ውስጥ የተሻለ ከጽሁፍ ፈተና በተጨማሪ ደግሞ የቃል ፈተናውን ወይንም የቃል ቃለ መጠይቁን በደንብ የመለሰውን ሰው በደረጃ ያስቀምጣሉ ማለት ነው። አንደኛ አንተና ሁለተኛ ሶስተኛ አራተኛ ብለው እስከሚፈልጉት ድረስ ያስቀምጣሉ ከዛ በኋላ አንደኛ የወጣው ሰው ቅጥሩን ይፈጽማል አንደኛ የወጣው ሰው ቅጥር መፈጸም ካልቻለ ወደ ሁለተኛው ወደ ሶስተኛው እያለ ይመጣል። ይሄኛው መደበኛ ቅጥር ሁኔታ ነው ወይንም ወይንም የቅጥር ሂደት ነው። ሌላኛው ደግሞ ሰዎች በጥቋማ ሊቀጥሩ ይችላሉ ለምሳሌ አንድ ድርጅት ላይ በጣም ውጤታማ የሆነ ሰው ካለ ያ ሰው ከሆነ ጊዜ በኋላ ያ ድርጅት በሆነ ምክንያት ባይኖርና ቢታገድ ወይንም ቢዘጋ ከዛ ውስጥ በጣም ውጤታማ የሆኑ ሰራተኞችን እንትና እኮ እዚህ ድርጅት ላይ ሲሰራ እንደዚህ እንደዚህ አይነት ውጤታማ የሆኑ ስራዎችን ሲሰራ ነበር ስለዚህ እናንተ ድርጅት ውስጥ ብትቀጥረው በዚህ በዚህ በልኩ ትጠቀማለህ ብሎ ያ ሰው ጥቆማ ይሰጣል። ከዛ በኋላ ያ የድርጅት ባለቤት ደግሞ ያን ጥቆማ ይዞ ያንን ሰው አግኝቶ የዛን ሰው ፍላጎት ተረድቶ የሚቀጥርበት መንገድ አለ። ይሄኛው ደግሞ ሁለተኛው በጥቆማ ወይንም ሰው አቅማችን አይቶ ጠቁሞን ስራውን የምናገኝበት አጋጣሚ ሊኖር ይችላል ማለት ነው። ከዛ በተጨማሪ ደግሞ ሌሎች የቅጥር መንገዶች ይኖራሉ። የሚቀርበን ሰው ምክንያት ሄደን ስራ ልናገኝ እንችላለን እንደዚህ እንደዚህ አይነት የቅጥር ሂደቶች አሉ ግን በመደበኛነት ከመጀመሪያ ላይ ያነሳኋቸው በጥቆማና በማስታወቂያ ወጥቶ ያንን ማስታወቂያ የሚያስቀምጠውን መስፈርት የሚያሟሉትን ሰዎች መቅጠር ውጤታማ የስራ ቅጥር ሂደት ነው ብዬ አስባለሁ አመሰግናለሁ።

አመሰግናለሁ ወደ ስራ ምን ልብስ ትለብሳለህ የሚል መነሻ ሀሳብ ነው በዚህኛው ውይይት የምንነሳው። ወደ ስራ? ምን ልብስ ትለብሳለህ የሚለው ጉዳይ በመደበኛነት እኔ ስራ ቦታ ላይ ቋሚ የሆነ የስራ ልብስ የለንም ወይም መደበኛ እንደ ዩኒፎርም የሆነ ስራ ልብስ የለም። ምንድነው የምናደርገው በተቻለ መጠን ደረጃውን የጠበቀ መስሪያ ቤቱን የሚመጥን ልብስ ለመልበስ እንሞክራለን ባለን አቅም ማለት ነው። ከዛ በተጨማሪ ንጽህናውን የጠበቀ ልብስ ንጽህናውን የጠበቀ ልብስ ማለት በስርዓት የታጠበ የተተኮሰ ልብሶችን ለመልበስ እንሞክራለን አዳዲስ ልብስ እንኳን ባንገዛ ማለት ነው። ልብስም ጫማም በተመሳሳይ ማለት ነው ግን ወጥ የሆነ ልብስ የለም ወጥ የሆነ ልብስ የለም። ወደ ስራ ቦታ ለብሰን የምንሄደው ማለት ነው። ከዛ በኋላ ግን ስራ ቦታችን ላይ ከደረስን በኋላ ደግሞ። ከዚህ በፊት እንዳነሳሁት እኔ ትምህርት ዘርፉ ላይ ነው ያለሁት ስራዬ። ወደ ተማሪዎች ለማስተማር ስንገባ ግን የራሱ የሆነ መደበኛ ለብሳለሁ። የራሱ የሆነ የተመደበለት መደበኛ ነጭ ልብስ አለው ከላይ እስከ ጉልበታችን የሚደርስ ልብስ እንለብሳለን። ኪሶች አሉት የምንጠቀምባቸው እቃዎችን የሚይዝ ማጥፊያ ማርከር ቾክ የሚዝ ኪስ ያለው ምን እንይዛለን ማለት ነው? ምን እንለብሳለን? ጋውን ብለን የምንጠራው የሰራ ልብስ አለ ማለት ነው። እሱን ልብስ እንለብሳለን ስለዚህ ስራችን ስንሰራ እሱን ተማሪዎች ክፍል ውስጥ በእሱ ነው የምናስተምረው ተማሪዎቻችን። እስከምንጨርስ ድረስ በዛን እናስተምራለን አሁንም ከክፍል ከወጣን በኋላ እስከ ቢሮ ድረስ ለብሰን እንመጣለን ቢሮ ውስጥ ስንደርስ። ያንን ልብስ እናስቀምጣለን እናስቀምጥና መደበኛ ሌላውን ልብሳችን ለብሰን ደግሞ አሁንም ቢሮ ውስጥ መደበኛ ስራችንን እንከውናለን። መደበኛ ስራችንን ከከውንን በኋላ ወደ ቤታችንም ስንሄድ ይሄኛውን መደገኛ ልብሳችን እንለብሳለን ማለት ነው። ስለዚህ ወደ ስራ ስንሄድ ስንሄድ ብዙ ጊዜ። በተቻለ መጠን ንጹህ ልብስ በተቻለ መጠን የታጠበ የተተኮሰ ልብስ ለመልበስ እሞክራለሁ። የመስሪያ ቤቱ ወይንም የቀጠረኝን ድርጅት የሚመጥን ልብስ ለመልበስ እሞክራለሁ በጥራት ደረጃ ማለት ነው እነዚህን አሟላለሁ። ነገር ግን የተጋነነ ነገር አይደለም የምለብሰው የተጋነነ ነገር ስል ምን ለማለት ፈልጌ ነው በጣም ውድ የሆኑ በጣም ትልልቅ። ልብሶችን አይደለም ብዙ ጊዜ የምጠቀመው ያ ማለት ብራንድ ተብሎ የሚጠሩ ልብሶች ይኖራሉ የነዛ እነዛም ብዙ ፈላጊ አይደለም። በተቻለ መጠን ግን ያሉኝን ልብሶች ንጹህ አድርጌ ተኩሼ ጥራታቸውን እንዲጠብቁ አድርጌ ነው ወደ ስራ ለመግባት ምሞክረው ማለት ነው። ለምን? ብዙ ልብስ የተተኮሰ ልብስ በለበስን ቁጥር አንደኛ ተማሪዎቻችን ከእኛ የሚማሩት መደበኛውን ትምህርት ብቻ ላይሆን ይችላል። ከዛም ያለፈ ምን ሊማሩ ይችላሉ? እንዴት አድርጎ ሰው ንጽህናውን መጠበቅ እንዳለበት የአለባበስ ስርዓት እና መሰል ነገሮችን ከእኛ ይማራሉ። ስለዚህ ይሄን ለማስተማር እንደኛ ወጥ የሆነ ልብስ ለሰው አርያ ወይንም ለሰው ሊያስተምር የሚችል ልብስ መልበስ አለብን። እንጂ የተቆራረጠ ልብስ ለብሰን ውጪ ላይ ከተማ ላይ ሊለበስ የሚችል ልብስ ለብሰን የምንመጣ ከሆነ። ለተማሪዎችም ጥሩ አይደለም ለምን ቢባል? አስተማሪያችን እንደዚህ እንደዚህ አይነት ልብስ ለብሷል ስለዚህ ትክክል ነው ማለት ነው ብለው እነሱም ያን ነገር ተግባራዊ ሊያደርጉት ስለሚችሉ በተቻለ መጠን እንደዚህ አይነት ነገሮችን መቀነሱ የተሻለ ነው የሚሆነው ወይንም ደግሞ ባንለብስ ይመከራል። በአንተ ልክ ግን ንጹህ የሆነ የታጠበ ተቀዶ ከሆነም የተሰፋ በተቻለ መጠን ማስተኮስ ከቻልን አስተኩሰን ለብሰን ወደ ስራ ቦታችን ብንመጣ አንደኛ ስራ ቦታችን ላይ ላሉ ሰዎች ጥሩ አመለካከት ለኛ ይኖራቸዋል። ለደበኞቻችን ወይም ለተማሪዎቻችንም የተሻለ ምን ማድረግ እንችላለን ማስተማር እንችላለን ማለት ነው። ስለዚህ ወደ ስራ ምን ልብስ ትለብሳለህ ተብሎ ለተነሳው መነሻ ሀሳብ። ንጹህ የሆነ ንጽህናው የተጠበቀ የተተኮሰ ያሉኝን ልብሶች የተቀደሉ ከሆኑ የተሰፉ ልብሶችን ለተማሪዎች ሊያስተምር የሚችል ልብስ ለብሼ ወደ ስራ ቦታዬ ለመገኘት እሞክራለሁ። ይሄን ነው ለማንሳት የፈለኩት አመሰግናለሁ

አመሰግናለሁ ሙዚየም መሄድ ትወዳለህ ወይ የሚል ነው መነሻ ሀሳባችንም የሚሆነው ሙዚያም መሄድ አዎ እወዳለሁ በትክክል። ለምን? ቢባል ብዙ ነገሮች መማር ስለሚቻል እዛ ሙዚየም ላይ ማለት ነው። ለምሳሌ የተወሰኑትን ነገሮችን ለማንሳት ልሞክር። ብዙ ታሪካዊ ነገሮች አሉ ብዙ ታሪካዊ ቅርሶች አሉ። በጽሁፍም በቃልም የተቀመጡ ቅርሶች ይኖሩናል እነሱን የምናገኝበት አንደኛው መንገድ ሙዚየም ውስጥ መሄድ ነው። ሙዚየም ውስጥ ካልሄድን ከዛሬ መቶ አመት በፊት ከዛሬ አምስት መቶ አመት በፊት የነበረው ስርዓት ምን ይመስላል? አለባበሳቸው ምን ይመስላል? መሪዎች ሲጠቀሟቸው የነበሩ ጦር መሳሪያዎች ምን ነበሩ? መሪዎች ሲለብሷቸው የነበሩ ልብሶች ምን ነበሩ? መሪዎች ሰዎችን ሲያስተዳድሩባቸው ወይንም ሲገዙባቸው የነበሩ መንገዶች ምንድን ነበሩ? እነዚህ እነዚህ ነገሮች የምንረዳው ወይንም የምናገኘው ወይንም የምናየው የት ስንሄድ ነው? ሙዚየም ስንሄድ ነው። ስለዚህ ሙዚየሞች በጣም አስፈላጊ ነገሮች ናቸው። መስፋት አለባቸው ብዬ አስባለሁኝ። በየቦታው ሙዚየሞች መስፋት አለባቸው ለምን ታሪካችን ማወቅ አለብህ። ታሪካችን ማወቅ አለብን በደንብ በደንብ ታሪካችን መረዳት ታሪካችን በደንብ ማወቅ አለብን። ይህ ቅርብ ጊዜዋን በእድሜያችን ብቻ የምናውቃትን ነገር ይዘን ሁሉንም በዛ ልክ መለካት ተገቢ አይመስለኝም። በእኔ ግምት። ስለዚህ ምንድነው? ማድረግ የሚኖርብን በተቻለ መጠን እነዚህ ሙዚየሞችን በመጎብኘት በየጊዜው ራሳችን ማዝናናት በነገራችን ላይ እንደ አንድ የመዝናኛ አማራጮችም ናቸው። አንድ ሰው ሙዚየሞችን ሄዶ በጎበኘ ቁጥር ብዙም የሚያገኘው አዳዲስ ነገር ይኖራል ስለዚህ እንደ አንድ የመዝናኛ አማራጮችም ናቸው በዋናነት ሙዚየሞች ማለት ነው። ከዛም በተጨማሪ ታሪካችን ማወቅ አለብን። ምን ነበረ የኛ አያቶች የኛ ቅድም አያቶች የኛ ወላጆች ከመቶ አመት በፊት የነበሩ ሰዎች። ምን አይነት ልምድ ነበራቸው ምን አይነት ያአበላል ስርዓት አላቸው። ምን አይነት ያአኗኗር ስርዓት አላቸው። ምን አይነት ምን አይነት ህይወት መንገድ ነበራቸው ህይወት ዘይቤ ነበራችሁ እነዚህን እነዚህን ነገሮች ለመረዳት። የት መሄድ ይኖርብናል። ሙዚየሞች ውስጥ መሄድ ይኖርብናል። ሌላኛው ደግሞ አሁን ያለውን ነገርን በደንብ ለመረዳት አሁን ያለው ነገር በአንዴ የመጣ አይደለም። ብዙ የምንጠቀምባቸው ነገሮች ከጊዜ ጊዜ እየተሻሻሉ የመጡ ናቸው። የዛሬ መቶ አመት የነበረው እና የዛሬ ሃምሳ አመት የነበረው እኩል አይሆንም። ለምሳሌ ስልክን መውሰድ እንችላለን። ስልክ የዛሬ መቶ አመት የነበረ ስልክ የሌለበት ቦታ ነበረ። ከዛሬ ሃምሳ አመት በፊት ምናልባት ቤት ውስጥ ተንቀሳቃሽ ያልሆነ ስልክ ነበረ። አሁን ላይ ስንመጣ ደግሞ በቀላሉ በኪሳችን ይዘን የምንቀሳቀሰው ስልክ አለን። ስለዚህ ይሄን ለመረዳት ግን ምን ማወቅ አለብን። አሁን ላይ እየተጠቀምንነው ያለው ስልክ ዝም ብሎ እንዲሁ በአንዴ የመጣ አይደለም ብዙ ሂደቶችን አልፎ ነው። ስለዚህ ይሄን ለመረዳት ምን ማድረግ አለብን? ሙዚየሞች ላይ ሄደን ከዛሬ መቶ አመት በፊት ሰው በምን መልኩ ነበር መልእክት ሲያስተላልፍ የነበረው። ስልክ ነበረው ሌሎች መንገዶች ነበሩ። ከዛ በኋላስ ከዛሬ ሃምሳ አመት በፊትስ በምን መልኩ ነበረ ሲ ሲ መልእክት ሲተላለፍ የነበረው ስልክ ነበረ። ስልክ ኖሮስ ተንቀሳቃሽ ስልክ ነው ወይንስ? ቤት ውስጥ የምንጠቀመው አይነት መንቅስቃስ የማይችል ቤት ውስጥ ብቻ ስንሆን ከሰው ጋር መገናኘት የምንችልበት መንገድ ነበረ? ወይስ ሌሎች መንገዶች ነበሩ? ፖስታ ነበር ወይስ ምንድን ነበር? እነዚህን ነገሮች ለመረዳት ይጠቅመናል ማለት ነው። ሁለተኛው ታሪካችን ማወቅ አለብን በደንብ በደንብ በደንብ ጥሩም ይሁን መጥፎ ታሪኮችን ማወቅ አለብን። ከጥሩ ተነስተን ወደፊት ጥሩ ነገር ለመስራት። መጥፎ ታሪኮችን ካሉ እነዛን መጥፎ ታሪኮችን ወደፊት እንዳይደገሙ አድርጎ በተሻለ መንገድ በተሻለ መንገድ ወደፊት እነዛ ታሪኮች። በጥሩ መንገድ እንዲቀጥሉ ለማድረግ። ሙዚየሞችን መጎብኘት አለብን ሙዚየሞችን ካልጎበኘን ግን ከዚህ በፊት ምን ነበረ? ምን አይነት ስራዓት ነው የነበረ? ምን መጥፎ ነገር ነበር ምን ጥሩ ጎን ነበረ? አሁን ላይስ አሁን ላይስ? ያንን የሚያስቀሩ ምን ነገሮች እየተሰሩ ነው። ወደፊትስ ወደፊትስ ምን ማድረግ አለብን? መጥፎ ጠባሳዎች ካሉ እነዛን ነገሮች በቀላሉ ለማስወገድ ወደፊት እንዳይደገሙ ለማድረግ ጥሩ ነገሮችን ካሉ እነሱን ለማስቀጠል ምን ማድረግ አለብን የሚለውን ነገር ለመወሰን በዋናነት። እነዚህ ከሙዚየም ጋር የተያያዙ ነገሮች በጣም ወሳኝ ናቸው ብዬ አስባለሁ። ስለዚህ ሙዚየም እሄዳለሁ ሙዚየም መሄድንም አበረታታለሁ ነው የምለው እንደ አጠቃላይ አመሰግናለሁ። ስለነበረን ጊዜ ሙዚየም መሄድ እወዳለሁኝ

አመሰግናለሁ። ሳህኖችን መታጠብ ወይንም ማጠብ ትወዳለህ ወይ የሚል ነገር ነው? ርዕሱ አዎ በደንብ የምወደው መታጠብም አለባቸው ብዬ አስባለሁ። ለምን? ሳህኖች ማለት በዋናነት ምግቦቻችንን የምናቀርብባቸው ምግብ የምንበላባቸው እቃዎች ናቸው ሳህኖች ስንል ስለዚህ እነዚህ ሳህኖች ንፅናቸው አልተጠበቀም ማለት። ጤናችን ላይ የሚኖራቸው ጉዳት አለ እነዚህ ሳኖች ባለመታጠባቸው ስለዚህ ሳኖችን ግን በደንብ ካጠብናቸው ከንጽህና ጋር በተያያዘ የሚመጡትን በሽታዎች። ማስወገድ ወይም መከላከል እንችላለን ማለት ነው። ስለዚህ ብዙ ጊዜ ሳህኖች እንዲታጠቡ አደርጋለሁ ወይንም መታጠብ አለባቸው እንዲታጠቡ እወዳለሁ። አጥባለሁ ንጹህ ሆኖ ካላገኘኋቸው ሳህኖች አጥበዋለሁ የኔም ይሁን የትኛውም ሰው የተጠቀሙባቸውን ሳህኖች ለማጠብ ነው የምሞክረው። ለምን? ከንጽህና ጋር በተያያዘ ብዙ ብዙ አይነት ተላላፊ በሽታዎች ስላሉ ማለት ነው። በዚህ ታይፎይድ ታይፈስ የምንላቸው በእኛ አጠራር በሽታዎች ከዚህ ጋር የተያዙ በሽታዎች ናቸው ወይንም ከንጽህና ጉድለት የሚመጡ በሽታዎች ናቸው። ስለዚህ ከንጽህና ጉድለት የሚመጡ በሽታዎችን ለመከላከል ግዴታ ምን ያስፈልገናል ሳህኖች መታጠብ አለባችሁ መታጠብም ተገቢ ነው ብዬ አስባለሁኝ። ሌላኛው ደግሞ ሳህኖችን ባላጠብናቸው ቁጥር ረጅም ጊዜ በቆዩ ቁጥር። ሳህኖች ቆሻሻ የመያዝ ባህሪ አላቸው ወይንም በተለይ መልካቸው ወይንም ቀለማቸው ነጭ የሆኑ ሳህኖች ከሆኑ ብዙ ጊዜ የምንጠቀመው በቀላሉ በቆሻሻ ይጎዳሉ። እና ከሆነ ጊዜ በኋላ ልጠባቸው ብንል ቆሻሻው ሙሉ በሙሉ እቃውን ይዘውና ማጠብ የማንችልበት ሁኔታ ይኖራል ማለት ነው። ማጠብ የማንችልበት ሁኔታ ይኖራል ማለት ነው። ስለዚህ በዚህ ጊዜ ሳህኖችን ቶሎ ቶሎ ካጠብናቸው ግን ምን ይፈጠራል? ማለት ነው አንደኛ ንጽህናቸውን እንጠብቃለን። ሁለተኛ ቆሻሻም እዛው ላይ የመቆየት እድሉ ጠባብ ነው የሚሆነው ማለት ነው። እንደ አጠቃላይ ስለዚህ ሳህኖች መታጠብ አለባቸው በደንብ በደንብ በደንብ መታጠብ አለባቸው። ስናጥብም እንዲሁ ዝም ብሎ በውሃ ብቻ መሆን አለበት ብዬ አላስብም። በእኔ ግምት ውሃ ብቻ አንዳንድ ጀርሞችን ወይንም አንዳንድ ጎጂ የሆኑ ነገሮችን ላያስለቅቅ ይችላል። ስለዚህ ምንድነው ማድረግ ያለብን? በውሃም በሳሙናም በተለይ በተለይ በተለይ ለእቃ ማጠቢያ ተብሎ ለእቃ ማጠቢያ ተብሎ የሚዘጋጁ ለብቻ የሚዘጋጁ ሳሙናዎች አሉ። እነሱን ደግሞ ብንጠቀም የተሻለ ነው የሚሆነው። ለምን? አንደኛ በቀላሉም ያጸዱልናል በነገራችን ላይ በተለይ ቅባት ነገር ወይንም ዘይት ቅቤ ያላቸው ምግቦች በምንመገብበት ሰዓት እንደዛ አይነት ምግቦች ውሃ ብቻ ተጠቅመን እናጽዳቸው ብንል ወይንም እንጠባቸው ብንል። ትንሽ ያስቸግራሉ ወይንም አይለቁልንም። ቶሎ ስለዚህ ምንድነው የምናደርገው? ሳሙናዎች ለእቃ ማጠቢያ ተብሎ የሚዘጋጁ ሳሙናዎች አሉ። እነሱን ሳሙናዎች ብንጠቀም አንደኛ ቅባቱን በቀላሉ ማስለቀቅ እንችላለን ጊዜያችንን መቆጠብ እንችላለን በአጭር ጊዜ ውስጥ ሳህኖቻችን ንጹህ ማድረግ እንችላለን ማለት ነው። ስለዚህ ማጠብ ብቻ ሳይሆን ስናጥብም በጥንቃቄ ሳህኖችን በውሃ በተጨማሪ በሳሙና ማጠብ እንዲሁም ደግሞ ያጠብናቸውን እቃዎችን በስርዓት መደርደር አለብን በትክክል መደርደር አለባቸው እቃዎቻችን ወይም ሳህኖቻችን። ከዛ ውጪ ግን አጥበን ብቻ ዝም ብለን ማስቀመጡን ብቻ ተገቢ አይሆንም። ንጹህ የሆነ ቦታ ላይ መቀመጥ አለባቸው። ንጹህ የሆነ ቦታዎች ካስቀመጥናቸው በደንብ የታጠቡ ሳህኖች ከሆኑ በምንፈልገው ሰዓት መጠቀም እንችላለን። በሽታም በእነዚህ በቆሻሻ ሳህኖች ምክንያት ሊመጣ የሚችል በሽታ ካለ እሱንም በሽታ ምን ማድረግ እንችላለን ማለት ነው። ከመከሰቱ በፊት እነዛን ነገሮች መከላከል እንችላለን ማለት ነው። በተለይ በተለይ ለህፃናት ትልቅ ትኩረት መስጠት አለብን ህፃናት የሚጠቀሙባቸው ሳህኖች በተለያየ ምክንያት ሊቆሽሹት ይችላሉ። እነዛን ሳህኖች በትክክል በውሃም በሳሙናም በጥንቃቄ ካላጠብናቸው የህፃናት የበሽታ የመከላከል አቅምም ደካማ ስለሆነ በቀላሉ ለበሽታ የሚጠቁበት ሁኔታ ይኖራል። ስለዚህ እነዛን ነገሮች ለመከላከል ሳህኖቻቸውን በሰርዓት እያጠብን በውሃ በሳሙና የምናስቀምጥበት ቦታ በዛው ልክ ንጽህናው የተጠበቀበት ንጽህናው የተጠበቀበት ቦታ ላይ አድርገን ከንጽህና ጉድለት ጋር በተያያዘ ሊከሰቱ የሚችሉ በሽታዎችን ከመከሰታቸው በፊት አስቀድመን መከላከል እንችላለን ለህፃናትም ለአዋቂም ማለት ነው። አመሰግናለሁ

አመሰግናለሁ ዝናብ ሲዘንብ ምን ታደርጋለህ የሚል ነው የመነሻ ሀሳባችን? ዝናብ ሲዘንብ ብዙ ጊዜ የማደርገው ምንድነው? አንደኛ ቤት ለመሆን ነው የምሞከረው በተቻለ መጠን ቤት ለመሆን ነው ሞክሮ ቤት ስጥም ሆኜ ምንድነው የማደርገው? ዝናቡን በተለይ በጣም ከባባድ ዝናብ ከሆነ የሚዘንበው የዝናብ ውድብስ በጣም ትልቁ ላለመስማት ምንድነው የማደርገው? እተኛለሁ አልጋ ላይ ተኛለሁ ዘንድ የምለብሳቸውን ልብሶች ይለብሳሉ ብርዱን ለመከላከል ከዛ በኋላ ዝናቡን በዛ መልኩ ለማሳለፍ ነው ጥራት የማደርገው ማለት ነው። ከዛ ውጪ ደግሞ አንዳንድ ቦታዎች ላይ ከሆንኩኝ ያ ማለት ደግሞ ከቤት ውጭ ከሆንኩኝ ደግሞ ዝናቡ እንዳያገኘኝ ምንድነው የማደርገው? ዝን በተቻለ መጠን ዝናብ የሌለባቸው ቦታዎች ላይ ወይንም ደግሞ ዝናብ የሚያስቸግርባቸው ዝናብ የማያገኘኝ ቦታ ላይ ለመጣለል እሞክራለሁ ለመጣለል እሞክራለሁ እንደዛ ቦታዎች ላይ ሆኜ ዝናቡ የዝናቡን ሰዓት እንዲያልፍ አድርጊ ከዛ በኋላው ወደምፈልግበት ቦታ እጓዛለሁ ማለት ነው። አንዳንድ ጊዜዎች ላይ ደግሞ ምንድነው የማደርገው? ውሃ ችግር አለ ከዚህ በፊት በሌላ ርዕሰ ጉዳይ እንዳወራሁት የውሃ ችግር በጣም ሀይለኛ በሚሆንበት ሰዓት ደግሞ ምንድነው የማደርገው? የሚዘንበውን ዝናብ ለማጠራቀም ለሞከረው በቃውሽ ተጠቅሜ ዝናብ ውሃ ለመሰብሰብ ነው ጥራት የማደርገው ዝናቧ እንደሚታወቀው ጣራችን ንጹህ ከሆነና እንሰበስብበት እቃ ንጹህ ከሆነ በጣም ንጹሃ ማግኘት እንችላለን። ነገር ግን በተለይ ከተማ አካባቢ ጣራችን ባቧራ በተለያዩ ነገሮች ንጹህ ላይሆን ይችላል። ትችላለህ በዚህ ጊዜ የምናገኘው ውሃ በጣም ንጹህ ላይሆን ትችላለህ ግን በተለያዩ አገልግሎቶች እንጠቀምበታለን። ስለዚህ ከዝናብ ዝናብ ዝናብ ሲዘንብ ውሃ እናጠራቅማለን ወይም ውሃ እንሰበስባለን ከዛ በኋላ ያን ሰበሰብነው ውሃ እቃ ለማጣጠብ ወይንም እቃ ለማጣቢያ ልንጠቀምበት እንችላለን። የግል ንጽህናችን ለመጠበቅ በተለይ ደግሞ ቤቶቻችን ለማጽዳት ቤቶቻችን ስንል የተለያዩ ክፍሎች ይኖሩናል እነዛን ክፍሎች ለማጽዳት ያገለግለናል። ከዛም ማለፍ ሲል በጣም አስቸጋሪ የውሃ ጥረት ባለበት ቦታ ላይ ደግሞ የዝናብ ቢሆን ቢሆን አንዳንድ ምግቦችን ለመስራት እንጠቀምበታል በተለይ በተለይ አፍልተን አፍልተን ውሃውን አፍልተን ውሃውን በደንብ አፍልተን ከዛ በኋላ በተለይ በየውገለሎቱ የምንጠቀምበት ሁኔታ ይኖራል ማለት ነው። ስለዚህ ዝናብ ሲዘንብ በዋናነት ነት ወይ ውሃ ችግር ከሌለ ወይ የሚያውሃት ጥረት ከሌለ ቤት ውስጥ ከሆንኩኝ ቤት ውስጥ እዚህ የዝናቡን ድምጽ በማልሰማበት ሁኔታ። ራሴን አልጋ ላይ ብርዱን ለመከላከል ዝናቡ ከጀምሮ እስከሚያልቅ ድረስ ሆኜ ለማሳለፍ ጥረት አደርጋለሁ የመጀመሪያው እሱ ነው። ሁለተኛው ደግሞ ከቤት ውጪ ከሆንኩኝ ደግሞ ዝናቡ በሚዘንብበት ሰዓት የዝናቡ መጠን እስከሚቀንስ ድረስ ወይንም ዝናቡ ሙሉ ሙሉ እስከሚቆም ድረስ ዝናብ የማያገኘኝ ቦታ ላይ ተጠልዬ ወይንም ዝናቡ እንዳያገኘኝ ሆኜ ያ ያንን አጭር ጊዜ የሚሆን ረጅም ጊዜ ዝናብ ሰዓት አሳልፌ ከዛ በኋላ ዝናቡ ሲያልቅ ወደ ቤት የምንመለስበት ሁኔታ ይኖራል ማለት ነው። ነገር ግን ቀደም ብዬ እንደተናገርኩት የውሃ ጥረት አለ በትልቁ የምኖርበት አካባቢ እኔም ያለሁበት ሰፈር አካባቢ ስለዚህ እንደ ጥሩ ጊዜ የምንለው ዝናብ ሲዘንብ። ውሃ ለመሰብሰብ ወይም ኋለማጠራቀም እንደ ጥሩ እድል እንወስደውና ውሃው ምን እናደርጋለን? ዝናብ በሚኖርበት ሰዓት እንሰበስባለን ዝናብ። እስቲ ሲኖር እንሰበስብና ለተለያዩ ለተለያዩ አገልግሎቶች ለንጽህናችን ለመጠበቅ እቃዎቻችን ለማጣጠብ አለፍ ሲል አለፍ ሲልም አፍልተን የተለያዩ ወጦች ወይንም የተለያዩ ምግቦችን ለመስራት የምንጠቀምበት ሁኔታ ነው የሚኖረው ማለት ነው። ስለዚህ ዝናብ ሲዘንብ ምን ታደርጋለህ የሚለው ርዕሰ ጉዳይ ላይ ለማንሳት የፈለኳቸው ነጥቦች። እንደዚህ ናቸው ስለነበረኝ ጊዜ አመሰግናለሁ መልካም ጊዜ።

ቀርከሃ በአካባቢው ላይ ያድጋል የሚል ርዕስ ነው አመሰግንለው። ቀርከሃ አዎ በአካባቢያችን ላይ በደንብ በስፋት ያድጋል። ለተለያዩ አገልግሎቶችም ይውላል በነገራችን ላይ ቀርቃሃ በእኔ አካባቢ ለተለያዩ ጥቅሞች ይሆናል። ለምሳሌ ከመቀመጫነት ጀምሮ እንደ ሶፋ መቀመጫነት ያገለግላል በትክክል ከተሰራ ማለት ነው አንደኛው ጥቅሙ እሱ ነው። ከዛ ውጭም ደግሞ ለተለያዩ አገልግሎቶች ያገለግላል። ለአጥር አጥር እንደ ድንጋይ እንደ እንጨት ሁሉ ምን ያገለግላል? ቀርቃሁ በትክክል ከተሰራ ቀርቃሃው በትክክል ከተሰራ እንደ መከለያ ወይንም እንዳጥር ሁሉ የሚያገለግልበት ሁኔታ አለ ማለት ነው። ስለዚህ ቀርቃሃ በደንብ አካባቢያችን ያድጋል ለእነዚህ አገልግሎቶች ይውላሉ። ከዚህም በተጨማሪ እንደ ጣራ ሁሉ የሚገለግሉበት ሁኔታ አለ ለጣራ ሁሉ የሚገለገሉበት ሁኔታ አለ ምንድነው የሚያደርገው? ሸራ ወይንም አንዳንድ ነገሮችን ከስር ያደርጉበታል ከላይ ደግሞ በስርዓት የተሰራ ከቀርቃሃ የተሰራ እቃ ያደርጉና ከላይ ይጭኑበታል ስለዚህ ሸራውም በነፋስ ምክንያት አይንቀሳቀስም። ቀርቃሃውም እንደ አንድ ምን ያገለግላል ማለት ነው። እንደ አንድ ጣራ ሆኖ ያገለግላል ማለት ነው። ከዚህ አለፍ ሲልም አሁን ላይ ቀርቀሃ ለተለያዩ አገልግሎቶች የተጠቀምንበት በመነገራችን ላይ ከቴክኖሎጂ ጋርም ያስተሳሰርነው ነው። ለምሳሌ በጣም ውስን ቦታዎች ላይ እንደ ጥሩ ልምድ እየመጣ ያለ ነገር አለ። ለምሳሌ ቀርቃህን ለአንድ ህንፃ ስንሰራ ብረት እንጠቀማለን ብረት እና ኮንክሪት እንጠቀማለን። ብረቱን በቅርቃሄ የመተካት ነገር እየመጣ ነው። በቅርቃሄ ምን ተካው ከሆነ ምን ይሆናል ማለት ነው። አንደኛ ወጪውን መቀነስ እንችላለን በጣም ወጪውን መቀነስ እንችላለን ለህብረት የምናወጣውን ወጪ በጣም በትልቁ ቀንሰን ምን ማድረግ እንችላለን ማለት ነው። የኮንገሪቱን ብቻ ውጪ እንዲኖር ማድረግ እንችላለን ማለት ነው። ሌላኛው ደግሞ ቀርቀሃ ለተለያዩ አገልግሎቶች እየተጠቀምንበት እንገኛለን አሁን ላይ አሁን ካነሳኋቸው ከአጥር ከእንደ ጣራ ከመጠቀም እንደ ሶፋ አድርገን ሰርተን በስራት ከመጠቀም በተጨማሪ ቤቶቻችን ሙሉ በሙሉ ከቀርቃሃም እየተሰሩ ያሉበት ሁኔታ ላይ አለ። በተለይ ቋሚዎች ቋሚ እንደ ቋሚ የምንጠቀምባቸውን እቃዎች ከእጨት ይልቅ ቀርቃሃ እየተጠቀምን ጠንካራ ቀርቃዎችን እየወሰድን እየተጠቀምንበት ያለበት ሁኔታ ነው ያለው ይሄ ብቻ አይደለም። ኮርኒስ አለ አንድ ቤት ስንሰራ ከጣራው በስር ኮርኒስ ይሰራል። ኮርኒሱንም ለመስራት ቀርቃ በጣም ቆንጆ አድርጎ ከተሰራ በነገራችን ላይ የሚያምር ኮርኒስን መስራት ይቻላል ከቀርቀሃ ብቻ ማለት ነው። ከቀርቀሃ ብቻ ስለዚህ ቀርቃሃው ላይ ዘርፈ ብዙ ጥቅም ነው ያለው። ግን ሁሉም ቦታ ላይ ላናገኘው እንችላለን ሁሉም ቦታ ላይ ላይበቅል ይችላልኝ እኔ ባለውበት አካባቢ ግን በትልቁ በትልቁ ሰዎች እንደ ትልቅ ግብአትም ወስደው የሚተክሉበት ወይንም የሚያበቅሉበት ሁኔታ ነው ያለው ማለት ነው። በአጠቃላይ ስለዚህ እንቅርቃሃ በአካባቢያችን ላይ በደንብ በደንብ በትክክል ነው የሚያድገው ወይንም የሚበቅለው። እናም ለተለያዩ አገልግሎቶች እየዋለ ይገኛል። በዋናነት ከቀላል ለቀላል የምንሰራባቸው ኩርሲ ለምንላቸው መቀመጫዎች አንስቶ እስከ ሶፋ መቀመጫዎች ድረስ በትክክል ከተሰሩ ደግሞ አንዳጥር እንዳጥር እንጨትም እያገላገሉ ወይንም እንደ መከለያም እያገለገሉን ይገኛሉ። ከዛም በተጨማሪ ለኮርኒስ መስሪያነት ለኮርኒስ መስሪያነት በተለይ በደንብ በትክክል በሚያምር መልኩ ቅርጻቸው ወጥተው ሲሰራ ከቀርቀሃ እንጨት የሚሰራው ኮርሚስ በጣም ደስ በሚል ሁኔታ እየተሰራ ወይንም እዬ በደንብ ቆንጆ አድርጎ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ ቀርቀሃ በጣም ወሳኝ ነው ወደፊትም ትልቅ ጥቅሞች ይሰጣል ብዬ አስባለሁ። በግምት ለምን ብዙ ነገሮችን እየተካልን ስለሆነ ውድ ነገሮችን ወደፊት ብዙ ሰው በዚህ ዘርፍ ይስተማራል ብዙ ሰዎችን ቀርቀህን ያሳድጋሉ ብዬ አስባለሁኝ። ስለዚህ በአካባቢያችን ቀጥታ በደንብ ያድጋል ለተለያዩ ጥቅሞችም እየተጠቀምንበት እንገኛለን የሚለውን ነገር ነው ማንሳት የፈለኩት አመሰግናለሁ

አመሰግናለሁ ለምን ያህል ጊዜ በዚህ ስራ ሰርተሃል የሚል መነሻ ሀሳብ ነው ያለን። በዚህ ስራ አሁን ላይ ወደ ዘጠኝ አመታት የሚጠጋ ጊዜ ሰርቻለሁኝ። ስራውንም ስገባ በጣም ወድጄው ስለሆነ ከመነሻው የገባሁት ይሄን ያክል ረጅም ጊዜ እንድቆይ ያደረገኝ እሱ ነው ብዬ ነው የማስበው በነገራችን ላይ። ለምን ስራውን ካልወደድን ረጅም ጊዜ የመቆየት እድላችን ጠባ ጠባብ ነው። በነገራችን ላይ ግን ስራውን ፈልገን ከገባን። ይሄን ስራ ለረጅም ጊዜ ነው የምንሰራው በዋናነት እናም። ለረጅም ጊዜ ነው እስካሁን ወደ ዘጠኝ አመት ማለት ቀላል አይደለም ወደፊትም ደግሞ ሌላ ወደ ሌላ ስራም ምሄድም አይመስለኝም። ለምን ስራውን እወደዋለሁ ስራውን መርጬ ነው የምሰራው በስራዬም በጣም ደስተኛ ነኝ በስራዬም በጣም ደስተኛ አስከሆንኩ ድረስ። ይሄን ስራ ለረጅም አመታት ለረጅም አመታት ምንድነው የሚባለው? ጡረታ መውጣት እስከምወጣ ድረስ እስከዛ ድረስ የምሰራበት። ጊዜ ይኖራል ብዬ ነው የማስበው ለምን ስራዬን በጣም በትልቁ ስለምወደው ማለት ነው። አብረውኝ የነበሩ ብዙ ሰዎች ነበሩ በነገራችን ላይ አሁን እኔን አብረን አንድ መስሪያ ቤት ላይ ስንቀጠር አብረን የገባን ወደ ሶስት ልጆች ነበረን። ሶስት ልጆች በተለይ አንደኛው ልጅ ስራውን ፈልጎ አልነበረም የሚሰራው። ከዛም ሰባት ወይንም ስምንት ወራት ብቻ ነው የቆየው በዛ ስራ ላይ ከዛ በኋላ ሰባተኛው ወይም ስምንተኛው ወር አካባቢ ላይ ሙሉ በሙሉ ወደ ሌላ ስራ ነው የሄደው። ለምን? በስራው ደስተኛ አይደለም ስራውን መርጦት አይደለም የገባው የሚፈልገውን ነገር ሲያገኝ ከዚህ ስራ ወጥቶ ወደ ሌላ የሄድበት ሁኔታ ነው ያለው። ሌላም ጓደኛዬ በማይበት። እሱም አማራጮችን ነበር የሚፈልግ። በስራው በተወሰነ ጃ ደስተኛ ነው። ግን ደግሞ ሙሉ በሙሉ የሚፈልገው ስራ አልነበረም በስራው ደስተኛ ነው ግን የሚፈልገው ከዛ የተሻለ ስራ ነበረ። ከዛም አንድ ሁለት ወይንም ሶስት አመታትን ከሰራ በኋላ ይሄ ልጅም በተመሳሳይ ምንድነው ያደረገው? የተሻለ የሚፈልገው አጋጣሚ ሲያገኝ። ያን ስራ ለቆ ወይንም አሁን አኔ እየሰራሁትን ስራ ለቆ ወደ የሚፈልገው ስራ የገባበት ሁኔታ ነው ያለው። እኔ ግን ላለፉት ዘጠኝ አመታት እዚሁ ስራ ላይ ነው የምገኘው። ስራዬንም በጣም ነው የምወደው። ስራዬን አክብሬ ነው የምሰራው። በተቻለ መጠን በሰአት ለመግባት እሞክራለሁ። የስራ ሰአቴንም በአግባቡ ለመፈጸም እሞክራለሁ። ደንበኞቼንም ወይንም አገልግሎት ከእኔ የሚፈልጉት ደንበኞቼንም በትክክል ለማስተናገድ እሞክራለሁ ያው አቅም በፈቀደ መልኩ ማለት ነው። አቅም በፈቀደ መልኩ ስል እኔ ትክክል ነው ብዬ የማስባቸው ነገሮች ምናልባት በዛኛው ወገን ትክክል ላይሆን ይችላሉ እኔ ግን ትክክል ናቸው ብዬ የማስባቸውን ስራዎች እና ሰውን የማያስቀይሙ ስራዎች። በትክክል ለመስራት እሞክራለሁ የመውጫ ሰአቴንም ጠብቄ ነው ለመውጣት የምሞክረው እንጂ ቀድሜ ከስራ ሰዓት ቀድሜ ለመውጣት ጥረት አላደርግም ማለት ነው። ከዚህም በተጨማሪ ቤት ውስጥ ወስጄ መስራት ያሉብኝ ስራዎች ካሉ ያለምንም ጥያቄ ነው የምሰራቸው። ቢሮ ውስጥ መጨረስ ያልቻልኳቸው ስራዎች ካሉ እና ቤት ውስጥ መሄድ ያለባቸው ስራዎች ካሉ ቤት ውስጥ ወስጄ በስርዓት ሰርቼ። ለቀጣዩ ስራዬም የምዘጋጅበት ሁኔታ ነው ያለው ማለት ነው። ስለዚህ አንድ ሰው በእኔ አመለካከት ስራውን ፈልጎት ከገባ ስራውን መርጦት ከገባ። በስራው በሚሰራው ስራ ደስተኛ ከሆነ። ገቢው ብቻ አይደለም ገቢው ምን ያክልም ሊሆን ይችላል ግን በሚሰራው ስራ አንድ ሰው ደስተኛ ከሆነና ደንበኞችን የሚያረካ ከሆነ ውስጡ ሰላም ነው ማለት ነው። ውስጡ ሰላም ነው ማለት ደግሞ ያንን ስራ ለረጅም ጊዜ መስራት ይችላል ብዬ ነው የማስበው። ስለዚህ እኔም ያን ታሳቢ በማድረግ ለረጅም ጊዜ ለመስራት ነው የማስበው። ይሄን ስራ እስከመጨረሻው እድሜ ድረስ ጥረት አደርጋለሁ። ይሄን ስራ በሰፊው እና በደንብ ለመስራት ማለት ነው። ስለዚህ ለምን ያህል ጊዜ በዚህ ስራ ሰርተሃል? አሁን ያለሁበትን ስራ ላለፉት ዘጠኝ አመታት በተከታታይ ያለምንም እረፍት ለመስራት ሞክሬያለሁ። ወደፊትም ያሉኝን ቀሪ ጊዜዎች። ይህንኑ ነው የማስቀጥለው። ወይንም ሌላ አማራጭ ስራ እንኳን ቢመጣ ከዚህ የተሻለ ነው ብዬ ስለማላስብ ከዚህ ስራ ወጥቼ ወደ ሌሎች ስራዎች የማልሄድበት ሁኔታ ነው ያለው ማለት ነው። አመሰግናለሁ ለምን ያህል ጊዜ በዚህ ስራ ሰርተሀል በሚለው እርሰ ጉዳይ ላይ ማንሳት የፈለኳቸውን ነጥቦች እነዚህን ነበሩ

አመሰግናለሁ። ቤትህን ምን ያህል ጊዜ ታጸዳለህ የሚል ነው የመነሻ ሀሳባችን? ቤቴን በዋናነት በየቀኑ ለማጽዳት እሞክራለሁ በየቀኑ ለማጽዳት እሞክራለሁ በተለይ በተለይ ጠዋትና ማታ ጠዋት ላይ እንቅልፌ ስነሳ ቤቴን ለማጽዳት እሞክራለሁ። ከዛም በተጨማሪ ደግሞ ማታ ላይ ማታ ላይም እንዲሁ ቤቴን ለመጽዳት ጥረት አደርጋለሁ ነገር ግን ከእነዚህ ሰዓታት ውጪም ቤቴን ለማጽዳት እሞክራለሁ። በምን አይነት ሁኔታዎች ሲሆን ቤቴ ውስጥ ያለው ቆሻሻ ወይንም በጣም ብዙ ቆሻሻ በሚኖርበት ሰዓት ቤቴ ውስጥ ምን አደርጋለሁኝ? በተደጋጋሚ ቀን ውስጥ ሶስት አራት ጊዜ ከሁለት ጊዜ በላይ ሶስት አራት ጊዜ እንደየቆሻሻው መጠን ላጸዳ የምችልበት ሁኔታ እኔ ያለው ማለት ነው። ስለዚህ በዋናነት በአማካይ በአማካይ በቀን ውስጥ ቢያንስ በትንሹ ሁለት ጊዜ አጸዳለሁ በትንሹ ሁለት ጊዜ አጸዳለሁ። ግን ደግሞ ቤት ውስጥ ረጅም ሰዓት የማሳልፍ ከሆነ ቤት ውስጥ ረጅም ስራ የምሰራ ከሆነ ልጆች የሚኖሩ ከሆነ ብዙ ሰው ቤት ውስጥ የሚውል ከሆነ ቆሻሻውን በዛው ልክ ይጨምራል እንደሚታወቀው ስለዚህ ምንድነው የማደርገው? በተደጋጋሚ ቤትን ቤቴን ለማጽዳት ጥረት አደርጋለው ማለት ነው። በነገራችን ላይ ቤት ማጽዳት ከሚያስደስታቸው ሰዎች ውስጥ አንዱ ነኝ። ቤት ማጽዳት ስንል ሁሉንም ስራዎች ይይዛል በሚታወቀው አንደኛ ቤትን መጥረግ ብቻ ሊሆን ይችላል። በእኛ አጠራር ከጠረግን በኋላ ደግሞ መወልወል አለ መወልወል ማለት ውሃ ሳሙና መወልወልያ ተጠቅሞ ቤቱን ጽድት ማድረግ የሚባል ነገር አለ። እሱም ስራወችንም ጽዳት ስንል ሁለቱንም ያጠቃልልናል ብዬ ስለማስብ ማለት ነው። እንዲሁም ይሄ ቤት ማጽደት በጣም ትክክል ነው ብዬ ነው የማስበው ማለት በጣም ወሳኝ ስራ ነው። ለምን ቢባል ከፍትፍቱ ፊቱ የሚባል ነገር አለ። የሆነ ሰው ቤት ሄደን ንጹህ ካልሆነ ምንም አይነት ነገር ቢቀርብልን እንኳን ደስተኛ አንሆንም። እንደሚታወቀው ስለዚህ ምንድነው ምንድነው የምናየው የመጀመሪያውን ነገር የቤቱን ጽዳት ነው የምናየው? የቤቱን ጽዳት ካልማረከን እና ደስ የማይል ነገር ካለ ምንም አይነት ጥሩ ነገር እንኳን ቢቀርብልን ደስተኛ የማንሆንበት ሁኔታ ነው ያለው ማለት ነው። ስለዚህ ቤት ማጽዳት የሁሉም ሰው ተቀዳሚ ስራ ነው ብዬ ነው የማስበው። ሰው ስለመጣ ስላልመጣ ብቻ ብለን ጠብቀን ማጽዳት ያለብን አይመስለኝም። ለአንድ ሰዎች ላይ በተለይ ላጤ ሆኖ የሚኖሩ ሰዎች ላይ ጽዳት ላይ ብዙ ላይሆን ይችላሉ ግን ምን ያደርጋሉ? የሆነ ሰው የሚመጣ ከሆነ ቤታቸውን ያጸዳሉ ቤታቸውን ያስተካክላሉ እንደዚህ እንደዚህ አይነት ነገሮች አሉ። ይሄ አይነት ለምን ጥሩ አይደለም ብዬ ነው የማስበው። በእኔ አረዳድ ለምን የሚባል እንደዚህ ባደረግን እንደዚህ የምናደርገው ለራሳችን ነው እንጂ መሆን ያለበት ሰውን አስበን መሆን የለበትም። ለሰው ከሆነ ነገ አንደግመውም ማለት ነው ከነገ በኋላ አንደግመውም ማለት ነው። ስለዚህ እንደዚህ አይነት ነገሮችን መከወን ያለብን ወይም መስራት ያለብን ለራሳችን ስንል መሆን አለበት። ለራሳችን እና ለራሳችን ስንል ጽዳት ለራስ ነው አይደል የሚባለው ፅዳትን መጠበቅ የሚኖርብን ለራሳችን ነው ብዬ ነው የማስበው። ቤትን ስናጸዳ መጥረግ መወለወል ብቻ ሳይሆን ብዙ ጊዜ የተለመደው አሁን ወደሩን ብቻ ነው የምንወለውለው ወይም የምንረግጠው የምንረግጠውን ብቻ ነው የምንወረወረው። ነገር ግን ግድግዳዎቻችን መፀዳት አለባቸው በየጊዜው በየቀኑ እንደ ምንረግጠው ወለል ባይሆንም በየጊዜው በየሳምንቱ በየሶስት ቀኑ ሊሆን ይችላል በደንብ መፀዳት አለባቸው። ቤት ውስጥም የምንጠቀምባቸው እቃዎች ለአቧራ ተጋላጭ የሆኑ እቃዎች ይኖራሉ እነሱን በተደጋጋሚ ማጽዳት አለብን። ዝም ብለን ቤት ማጽዳት ስንል ቤቱን መጥረግ ቤት መወልወል ብቻ እንዳናስበው ስለምፈራ ነው ይሄን ነጥብ ያነሳሁት ማለት ነው። ስለዚህ ቤት ማጽዳት እንደ አጠቃላይ በጣም ደስ የሚል ስራ ነው ሁሉም ሰው መለማመድ መተግበር ያለበት ስራ ነው ብዬ አስባለሁ። በአጠቃላይ ወደ እኔ ስመጣ ቤትህ ምን ያህል ጊዜ ታጸዳለህ? የሚለው በቀን ውስጥ ቢያንስ ቢያንስ ቢያንስ ሁለት ጊዜ አጸዳለሁ። አንድ ጊዜ ጠዋት ከእንቅልፌ ስነሳ አንድ ጊዜ ደግሞ ማታ ነገር ግን ቤት ውስጥ እንቅስቃሴው ሰፊ ከሆነ ረጅም ጊዜ ከቤተሰብ ጋር የምናሳልፍ ከሆነ ቆሻሻውን በዛው ልክ ሰፋ ይላል። በዚህ ጊዜ በተደጋጋሚ ቤቶቻችን ቤቴን አጸዳለሁ ማለት ነው። ስለዚህ ቤትህን ምን ያክል ጊዜ ታጸዳለህ በሚለው ርዕሰ ጉዳይ ላይ ማንሳት የፈለኳቸው ነጥቦች እነዚህ ናቸው። ስለነበረኝ ጊዜ አመሰግናለሁ። በሌላ ርዕሰ ጉዳይ እንገናኛለን

አመሰግናለሁ የዚህኛው ጊዜያችን ነው መወያያርዕስ ደግሞ ስልጠና ትወስዳለህ የሚል መወያየር ዕስ ነው ያለን ስልጠና ትወስዳለህ ለሚለው ሀሳብ። አዎ ስልጠና በጣም ወሳኝ ነገር ነው ብዬ ነው የማስበው። በጣም በተደጋጋሚ ብዙ ስልጠናዎችን ወስጃለሁ። ከ የግል ህይወቴንም የሚመለከትም ሊሆን ይችላል ከስራ ጋር የተያዙ ስልጠናዎችም ማለት ነው። ለምን? በየጊዜው ስልጣን ያስፈልግም ብዬ በጣም በትልቁ ነው የምሞግተው። በነገራችን ላይ። ለምን ቢባል አንድ ሰው ምናልባት ከአምስት አመት በፊት ወይም ከአስር አመት በፊት አንድ ዲግሪ ሰርት የዲግሪ ምስክር ወረቀት ወይንም የማስተርስ የምስክር ወረቀት ሊኖር ይችላል። ነገር ግን በስልጠና ካልተደገፈ በየጊዜው ነገሮች ይቀያየራሉ እንደሚታወቀው የዛሬ አመት ያለው ቴክኖሎጂ ከዛሬው ጋር ይለያል እንዲህ እንዲህ ማለት ነው። ስለዚህ እያንዳንዱ ሰው ራሱን በስልጠና ማሻሻል አለበት ራሱን በስልጠና ከፍ ወዳለ ደረጃ መለወጥ አለበት ብዬ አስባለሁ። ስለዚህ ሁሉም ሰው ስልጠና መውሰድ አለበት ስልጠናም መስጠት አለበት ብዬ አስባለሁ ከእሱ በታች ለሆኑ ሰዎች ስልጠና መስጠት አለበት። ከእሱ በላይ በሆነ ሰዎች ደግሞ ስልጠና መውሰድ አለበት ብዬ አስባለሁኝ። ስልጠና ስንወስድ ብዙ ጥቅሞች ስላሉት ማለት ነው እንደ አጠቃላይ ስልጠና ስንወስድ ብዙ ጥቅሞች ነው ያሉት አንደኛ። እኛ የምናውቀው ነገር አለ አሁን ላይ ያለው ነገር አለ። በምን ያክል ተሻሽሏል በምን ያክል ተለውጧል የሚለውን ነገር ም መረዳት እንችላለን ከዛ ስልጠና። ሁለተኛው ከዛ ስልጠና ምን ማግኘት እንችላለን? ራሳችን ከዛ ነገር ጋር እንዴት ነው እንዴት ነው የምናወዳድረው? ወይንም ደግሞ ወደዛ ነገር ውስጥ ራሳችን በምን መልኩ እንዴት ማስገባት እንችላለን? ምን ምን ነገሮች መጠቀም እንችላለን? ያንን ማግኘት እንችላለን ማለት ነው። ከስልጠና ይሄ ብቻ አይደለም። ስልጠና ክፍተቶቻችንን ለመረዳት ያገለግለናል። ምናልባት ስንሠራበት የነበረው መንገድ አለ። ያ መንገድ በተወሰነ ደረጃ የተወሰኑ ክፍተቶች ሊኖርበት ይችላሉ። ያንን የምናውቀው በምንድንነው በስልጠና ነው የሚሆነው ስልጠና ስንሰጥ። ያንን ስራ በዚህ መልኩስ ሲሰራ ይሄ ጉዳት አለው ይሄ ጥቅሞች አሉ ተብሎ ዘርዘር ተደርጎ ሲነገረን ምን እናደርጋለን? ማለት ነው። አሃ ለካ በዚህ ልክ። ስራዬ ውጤታማ ያልሆነው እነዚህ እነዚህ ነገሮች ችግሮች ስለነበሩ ነው ስለዚህ በዚህ በዚህ መልኩ ላስተካከል ብለን ራሳችን መስመር ውስጥ እናስገባለን ማለት ነው። እንዲህ እያደረግን። ከስልጠና ብዙ ጥቅሞችን እናገኛለን ብዙ ጥቅሞችን እናገኛለን። ሲደመር እኛም መስጠት አለብን ብዬ አስባለሁ እኛ የምናውቀው ሌሎች ሰዎችን የማያውቋቸው ነገሮች ይኖራሉ። ሌሎች የሚያውቋቸው እኛም የማናውቃቸው የተለያዩ ነገሮች ይኖራሉ። እኛ የምናውቃቸውን ማስተላለፍ አለብን ሰዎች የሚያውቁትን ደግሞ መቀበል አለብን ብዬ አስባለሁኝ። ሰዎች የሚያውቁትን ከተቀበል እኛም ያለንን ከሰጠን ምን ማድረግ እንችላለን? ወደፊት አካባቢያችን ማሻሻል እንችላለን ወደፊት ጥሩ ነገሮችን መፍጠር እንችላለን የተሻለ ማህበረሰብ መገባት እንችላለን ከማህበረሰቡ ትልቅ አስተዋጽኦ ማድረግ እንችላለን። ስለዚህ ዘርፈ ብዙ ጥቅም ነው ያለው ስልጠና ዘርፈ ብዙ ጥቅም ነው ያለው በነገራችን ላይ ስልጠና ስለምንሠራው ስራ ብቻ መሆን የለበትም ብዬ አስባለሁ። ከምንሠራው ስራ ውጪ ስለ ህይወታችን ም አንድ ሰው እንዴት ትዳሩን መምራት አለበት? እንዴት አንድ ሰው ልጆቹን ማሳደግ አለበት? እነዚህ እነዚህ ስልጠናዎችን በተመሳሳይ መውሰድ አለብን። ለምን ሁላችንም እኩል ልምድ የለንም? ትዳራችን እንዴት እንመራለን እንዴት ልጆችን እናሳድጋለን በሚለው ጉዳዩ ላይ ሁሉም ሰው እኩል አመለካከት የለውም። ወይንም እኩል እውቅና የለውም። ስለዚህ ምንድንነው ማድረግ ያለብን? በተቻለ መጠን ስልጠናዎችን መውሰድ። ከእኛ በላይ ካሉ ሰዎች ልምዶችን መጋራት ወይም ልምዶችን መካፈል እነዛ ልምዶችን ይዘን ወደ እኛ ህይወት እን እናመጣዋለን ወደ እኛ ህይወት አምጥተን ደግሞ ምን ማድረግ እንችላለን ማለት ነው። የተሻሉ ሰዎች መሆን እንችላለን ወይም የተሻለ ነገር መፍጠር እንችላለን ማለት ነው። ስለዚህ በዚህ መልኩ ምን ማድረግ እንችላለን ስልጠናዎችን መውሰድ ይኖርብናል። ህይወታችን ለማሻሻል። ያለን የትምህርት ደረጃ ከፍ ለማድረግ። እውቀታችንን ከዘመኑ ጋር ለማስተሳሰር። እውቀታችንን ከፍ ወዳለ ደረጃ ለመውሰድ። ህይወታችን በጥንቃቄ ነው ለመምራት። ጤናችን ለመጠበቅ። ለመሰል ለመሰል ጥቅሞች ስልጠና በጣም ወሳኝ ነገር ነው። ስለዚህ ስልጠና ትወስዳለህ ለሚለው አዎ ስልጠና ውስጥ አለበት በጣም በተደጋጋሚ ብዙ ስልጠናዎችን ወስጃለሁ ወደፊትም በዚህ መልኩ እቀጥላለሁ ከስልጠና ጋር በተያያዘ ለማንሳት የፈለኳቸው ነጥቦች እነዚህ ነበሩ ስለነበረኝ ጊዜ አመሰግናለሁ። በሌላ ርዕሰ ጉዳይ እንገናኛለን

አመሰግናለሁ። ጊዜህን በደንብ ታስተዳድራለህ ወይ ነው የሚል ርዕሰ ጉዳዩ? አዎ ጊዜን በደንብ ለማስተዳደር እሞክራለሁ። ለሚታወቀው ጊዜ ገንዘብ ነው። ስለዚህ ጊዜያችንን በደንብ አስተዳደርን በትክክል ተጠቀምን ማለት ገንዘብ አገኘን ወይንም ደግሞ ገንዘባችን በትክክል እያስተዳደርን ነው ማለት ነው። እንደ አጠቃላይ ስለዚህ በተቻለ መጠን ጊዜን በስርዓት ለማስተዳደር እሞክራለሁ። በምን መልኩ ነው ለማስተዳደር የምሞክረው? የመጀመሪያው ለእያንዳንዱ ስራ ተገቢውን ጊዜ ለመስጠት እሞክራለሁ። ከጠዋት ጀምሬ እስከ ምሽት ድረስ የምሰራቸውን ስራዎች ለእያንዳንዱ ስራ የራሱ የሆነ ጊዜ ደቂቃ መድቤ ለመስራት እሞክራለሁ። ስነሳም ያንን ታሳቢ ባደረገ ሰዓት ነው የምንነሳው ከእንቅልፌ የምንነሳበት ሰዓት የቀን ስራዎችን ታሳቢ ባደረገ ሰዓት ነው ቀደም ብዬ ለመነሳት ጥረት የማደርገው። በዚህ መልኩ ለእያንዳንዱ ስራ ለእያንዳንዱ ለምተገበራቸው ስራዎች ጊዜ እመድባለሁ። ጊዜ በአግባቡ መድቤ የምሰራ ከሆነ ደግሞ ስራዎቼንም ውጤታማ በሆነ መልኩ መስራት እችላለሁ። ጊዜዬን በደንብ ማስተዳደር እችላለሁ ማለት ነው። ጊዜን በደንብ ማስተዳደር ቻልኩ ማለት ደግሞ ምንም የሚቀር ስራ አይኖረኝም ማለት ነው። በቃ ውስጥ በዚህ መሰረት ወይንም በዚህ ምክንያት። ጊዜን ማግባቡን የምትጠቀም ከሆነ ጊዜ ገንዘብ እስከሆነ ድረስ ገንዘብ በዛው ልክ ማግኘት የሚቻልበት አግባብ ይኖራሉ ማለት ነው። ከዚህም በተጨማሪ ጊዜዬን በአግባቡ ማስተዳደር ለምን ይጠቅማል? ጭንቀትን ለማስወገድ ያገለግላል ለምሳሌ ጊዜያችን ባግባቡ መድበን ስራዎችን የምንሰራ ከሆነ ተማሪዎችን ማንሳት እንችላለን። ተማሪዎች ፈተና ከመድረሱ በፊት ወይንም አንድ የጋራ ስራ የግሩፕ ስራ ተሰጥቷቸው ያ ያ ያ ያ ግሩፕ ስራ የማስረከቢያ ጊዜው ከመድረሱ በፊት። ስራዎችን በአግባቡ የሚከውኑ ከሆነ ያ የመጨረሻው ቀን ሲደርስ አይጨናነቁም ማለት ነው። ለምን ጊዜያቸውን በአግባቡ መድበዋል። በእያንዳንዱ ቀን የሚከውኗቸው ስራዎች አሉ። የሚከውኗቸው ስራዎች ካሉ በእያንዳንዱ ቀን የመጨረሻው ቀን ላይ ብዙ አይቸገሩም ማለት ነው። በዛ መሰረት ምን ያደርጋሉ? በተባለው ቀን ማስረከብ ይችላሉ የተሰጣቸውን ስራ ያ ብቻ ሳይሆን መጨናነቅን ማስወገድ ይችላሉ ማለት ነው። በዚህ ምክንያት ጊዜን በደንብ ማስተዳደር አንደኛ ጭንቀትን ለማስወገድ ውጤታማ ስራ ለመስራት። ሁለተኛው ደግሞ ከጤና ጋር በተያያዘ ያለውን ነገር ትልቅ ውጤት ይኖረዋል ማለት ነው። ለምን ጊዜዬን በአግባቡ የተጠቀመ ተማሪ ፈተና ሲደርስ አይጨነቅም ለምን በእያንዳንዱ ቀን የሚያነበው ነገር አለ። ያን አደረገ ማለት ፈተና በሚደርስበት ሰዓት በቂ የሆነ እንቅልፍ ማግኘት ይችላል። ነገር ግን ጊዜውን በአጋባቡ ማስተዳደር ያልቻለ ሰው የመጨረሻዎቹ ቀናቶች ላይ መጨናነቅ ይኖራል። ስራውን በተመሳሳይ ላያልቅ የሚችልበት ሁኔታ ይኖራል ማለት ነው። ይሄንን መሰረት አድርጎ ጊዜን ማስተዳደር ዘርፈ ብዙ የሆነ ጥቅም ይኖረዋል ማለት ነው። ስለዚህ በተቻለ መጠን በየትኛውም በትምህርት ደረጃም ይሁን በስራ ደረጃየም እንሁን። ምን ማድረግ አለብን ጊዜያችን በአግባቡ ማስተዳደር ይኖርብናል ማለት ነው። ጊዜ ለማስተዳደር ምንም ለየትኛውም ስራ ይሆነናል ማለትም የትኛውንም ስራ ለመስራት ወይንም በየትኛውም ደረጃ ብንሆን ጊዜያችን በአግባቡ ከተጠቀምን ጊዜያችን በአግባቡ ከስተዳደርን ነገሮቻችን በሰአት እና በጊዜ መፈጸም እንችላለን። የመጨረሻዎቹ ወቅቶች ላይም መጨናነቅ አይኖርም እንቅልፍ ማጣት አይኖርም እንቅልፋችን ካላጣን ደግሞ ጤናችን በደንብ መጠበቅ እንችላለን ማለት ነው። ስለዚህ ጊዜህን ታስተዳድራለህ ለሚለው ጥያቄ ጊዜን አዎ በደንብ አስተዳድራለሁ። ጊዜን በደንብ አስተዳድሬም ስራዎቼን በውጤታማነት ለመፈጸም እሞክራለሁ የሚለውን ነገር ነው ለማንሳት የሞከርኩኝ። በጊዜም በደንብ ተስተዳደራለህ ዙሪያ ለማንሳት የፈለኳቸው ሀሳቦች እንደዚህ ናቸው ስለነበረኝ ጊዜ አመሰግናለሁ

እሺ አመሰግናለሁ ቡና መፍጨት ታውቃለሁ ወይ የሚለው የመወያያ ወይም የመነሻ ነጥባችን። አዎ በደንብ መፍጨት አውቃለሁ። በተለይ ቤት ላይ አሁን ባለውበት ደረጃ ብዙ ጊዜ። የባለቤቴ ድርሻ መቁላት ከሆነ የኔ ድርሻ ደግሞ ቡናውን መፍጨት ይሆናል ማለት ነው። በዋናነት እንደሚታወቀው አሁን ላይ በጣም ዘመናዊ ነገሮች አሉ ቡና የምንፈጭባቸው። በደቂቃዎች ውስጥ የምንፈልገውን ያክል ቡና መፍጨር እንችላለን። ለምን ጉልበት የማይጠይቁ የተለያየ የጉልበት ጉልበትን የሚተኩ ነገሮች ሊጠቀሙ የሚችሉ ነገሮችን ተጠቅመን ቡና በቀላሉ መፍጨት የምንችልበት ሁኔታ ይኖራል ማለት ነው። ነገር ግን ከዚህ በፊት እና አሁን ላይም በተለይ ራቅ ወዳሉ ወደ ገጠር አካባቢዎች የምናየው ቡና መፍጨት መንገድ አለ። ያ ማለት ምንድነው? የሰው ጉልበትን ተጠቅሞ የሰው ጉልበት ማለት በእጅ እና በቡና ለቡና መፍጫ ወይንም ለቡና መቆጫ ተብሎ የተዘጋጁ እቃዎች አሉ። እነሱን ተጠቅመን ቡና የምንፈጭበት አግባብ ይኖራል ማለት ነው። በዋናነት ነገር ግን ያኛውን በምናይበሳት በጣም አድካሚ ነው በጣም አድካሚ ነው። የእጅ እንቅስቃሴ ይፈልጋል ሁለተኛ ከታች ያለውን ሁለቱም እጃችን ይሳራል ከላይ ያለው እጃችን መውቀጫውን ከላይ ያለውን ይይዛል ከታች ያለው እጃችን ደግሞ ከስር ያለው ማውቀጫ ደገፍ አድርጎ ይይዛል እንዳይወድቅ ጥንቃቄም ማድረግ ይኖርብናል። ጥንቃቄ የምናደርገው እንዴት ነው? እጅ አንደኛ እጃችን ማግኘት የለብንም። በምንፈጭበት ሰዓት እጃችን ማግኘት የለብንም እጃችን ማግኘት የለብንም ብቻ ሳይሆን መደፋትም የለበትም በተቻለ መጠን በጥንቃቄ ነው የሚሰራው። በጥንቃቄ ነው። በእጃችን የምንፈጨው ይሄን በምናደርግበት ሰዓት ደግሞ ምን ይሆናል ማለት ነው ቡናውን ለመፍጨት ወይንም ለመውገጥ ረጅም ጊዜ ይወስድብናል። ነገር ግን እድሜ ለዘመናዊው ነገር ይምጣና ይግባና በቀላሉ በሰከንዶች ውስጥ በደቂቃዎች ውስጥ የትኛውም ያክል መጠን ቡና ቢኖረን ያን ቡና ያለ ሰው ጉልበት ያለ ብዙ ሰው ድካም በቀላሉ መፍጨት የምንችልበት ደረጃ ላይ ደርሰናል። ነገር ግን ይሄኛውም የራሱ የሆነ ችግሮች ይኖሩታል ትንሽ ስህተት የምንሰራ ከሆነ ያ የምንፈጭበት እቃ ሙሉ በሙሉ እጃችን ላይ ጉዳት ሊያደርስ ይችላል። በነገራችን ላይ እጃችን ላይ በጣም ጉዳት ሊያደርስ ይችላል። ስለዚህ በምንፈጭበት ሰዓት የተለያዩ እቃዎችን ተጠቅመን ጥንቃቄ ማድረግ አለብን አንደኛ ለእጆቻችን ጥንቃቄ ማድረግ አለብን እጃችን ያማሽን ካገኘው ሙሉ በሙሉ የመቆረጥ አደጋ ሊደርስ ስለሚችል ማለት ነው። ሁለተኛ ደግሞ መደፋትም የለበትም እሱን በምንሰራበት ሰዓት ምንም አይነት መሬት ላይ የሚፈስ ነገር መኖር የለበትም ስለዚህ እንነዚህን ሁለቱን ጥንቃቄዎች ማድረግ ይኖርብናል። እንደኛ እጃችንን መጠበቅ አለብን። በጥንቃቄ ሁለተኛ ደግሞ ከእጃችን በተጨማሪ ደግሞ የሚፈጨው ነገርም መሬት ላይ እንዳያርፍ ወይንም እንዳይወድቅ ወይንም ሌላ ስራ እንዳይፈጠርን ጥንቃቂ ማድረግ አለብን እንደዚህም በማድረግ እንትን ማለት እንችላለን ማለት ነው። ምን ማድረግ እንችላለን አሁን ላይ ዘመኑ ያመጣውን ነገር መጠቀም እንችላለን ማለት ነው። ስለዚህ እንደ አጠቃላይ እንደ አጠቃላይ ዘመኑ በጣም የብዙ ነገሮች ዘምነው የመጡበት ዘመን እንደመሆኑ መጠን እነዚህን ዘመናዊ እቃዎች ተጠቅመን በቀላሉ ብዙ የሰው ጉልበት ሳንጠይቅ ብዙ ነገሮችን ሳናባክን ብዙ ጊዜ ሳናባክን የትኛውንም ያክል መጠን ይኑር ያንን በአጭር ጊዜ በደቂቃዎች ውስጥ የምንሰራበት ሁኔታ ነው ያለው ከዚህ በፊት የምናየው ግን በጣም አድካሚ የሰው ጉልበት የሚጠይቅ ከሰው ጉልበት መጠየቁ በተጨማሪ ትንሽ ስህተት የምንሰራ ከሆነ እጃችንን የምናጣበት ሁኔታ ይኖራል ማለት ነው። ስለዚህ አሁን ላይ ያለው አሁን ላይ ያለው ነገር በጣም ጥሩ ነው በዛ መልኩ እየሄደ ነው የሚገኘው ማለት ነው። ስለዚህ ቡና መፍጨት ታውቃለህ ወይ? ለሚለው ጥያቄ አወ በደንብ የምከውነው አክቲቪቲ ስራዎች ውስጥ አንዱ ነው ማለት ነው እመሰግናለሁ።

አመሰግናለሁ በቤተሰበዎ ምን አይነት በዓላት ታከብራላችሁ የሚል ነው? ጥያቄው በቤተሰቤ ብዙ አይነት በዓላቶችን እናከብራለን። ሃይማኖታዊ በዓላቶች ይኖራሉ የምናከብራቸው በዓላቶች ሃይማኖታዊ በዓላቶች ስንል የምንከተለው ሃይማኖት አለ በዛ ሃይማኖት ስር የሚከበሩ በዓላቶች አሉ እነሱን በዋናነት እናከብራለን። ከዚህ በተጨማሪ ደግሞ ባለሁበት አካባቢ የሚከበሩ ማህበረሰብ የሚያከብራቸው በአ በአ በዓላቶች አሉ ለምሳሌ ዘመን መለወጫ አንዱ በዓል ነው በቤተሰብ ደረጃም በሀገር ደረጃም እናከብራለን። ከዘመን መለወጫ በኋላ የገና በዓል አለ። ከገና በዓል በኋላ ጥምቀት የምንለው የአደባባይ በዓል አለ ሁሉም ሰው አደባባይ ላይ ወጥቶ የሚያከብረው በዓል አለ። ከጥምቀት በኋላ ደግሞ የትንሳኤ ወይንም የፋሲካ በዓል አለ። ይሄም በዓል በተመሳሳይ በሃይማኖት ደረጃ የሚከበር በዓል ነው የሚሆነው። እንዲሁ ደግሞ ከሌሎች የሃይማኖታዊ በዓላቶችም ይኖራሉ። በቤተሰብ ደረጃ የምናከብራቸው በዓላቶች ይኖራሉ። ለምሳሌ የጋብቻ ቀናችን እናከብራለን አንድ አንደኛ አመት ሁለተኛ አመት እያልን ቀናቶቹን ለማስታወስ በደንብ የምናከብርበት ሁኔታ ይኖራል። ሌላኛው ደግሞ የልደት በዓላቶች ይኖራሉ። የኔም የባለቤቴም የልደት ቀናችንን ታሳቢ አድርገን የምናከብራቸው በዓላት ይኖራሉ ማለት ነው። ከዚህ በተጨማሪ ደግሞ የልጆች የልጆች የተወለዱበት ቀን ይኖራል። አንደኛው ደስታ ያገኘንበት ቀን ስለሆነ ልጆች የተወለዱበት ቀን ደግሞ በተመሳሳይ የምናከብርበት ሁኔታ ይኖራል ማለት ነው። ስለዚህ የምናከብራቸው በዓላቶች ዘርዝር አድርገን በስፋት ማንሳት እንችላለን። ሃይማኖታዊ በዓላቶች አሉ በማህበረሰብ ደረጃ የምናከብራቸው በዓላቶች አሉ። እንዲህ እያልን መዘርዘር እንችላለን። እነዚህ ሁሉ በዓላቶች በነገራችን ላይ የየራሳቸው የአከባበር ስርዓት አላቸው። አንዳንዶቹ ቤት ውስጥ የሚከበሩ በዓላቶች ናቸው። ከቤት ሳንወጣ ከጓደኞቻችን ጋር በመገናኘት ከዘመዶቻችን ጋር በመገናኘት የጋራ ማዕድ በመካፈል በመብላት በመጠጣት የምናሳልፋቸው በዓላቶች ይኖራሉ። ሌላኛው ደግሞ አደባባይ ላይ የምናከብራቸው በዓላቶች አሉ። በተለይ አሁን የጥምቀት ወቅትም እንደመሆኑ መጠን አደባባይ ላይ ሁሉም ሰው ያለውን ለብሶ አምሮበት ዘንጦ ወደ አደባባይ ወጥቶ ወይንም ወደ በዓሉ ወደሚከበርበት አካባቢ ወጥቶ ያለምንም ነገር ራሱን በሚያምር ሁኔታ እየገለጸ እየዘመረ እየዘፈነ የሚያከብርበት ሁኔታ ነው። ያለው እንደዚህ አይነት በዓላቶች መንገድ ሙሉ መንገድ ከእግረ ከተሽከርካሪ እንቅስቃሴ ነፃ ሆኖ የእግረኛ እንቅስቃሴ ብቻ ባለበት ለረጅም ሰዓት እግረኞች ብቻ በዛ መንገድ እየ ተጠቀሙ ምንም አይነት የተሽከርካሪ ስጋት ሳይኖር አደባባይ ላይ የሚከበሩ አይነት በዓላቶች ናቸው እንደዚህ አይነት በዓላቶች ማለት ነው። ሌሎቹ ደግሞ በቤተክርስቲያን የሚከበሩ በዓላቶች ይኖራሉ ወይንም በየእምነታችን የምናከብራቸው በዓላቶች አሉ። እነዚህ ደግሞ ምንድንነው የሚደረጉት በዋናነት? ቤተክርስቲያኖች ላይ እንገኛለን ቤተክርስቲያኖች ላይ እንገኝ እና ቤተክርስቲያን ስርዓት በሚያዘው መሰረት የምንከውናቸው ስራዎች ይኖራሉ የምንከውናቸው ስራዎች ይኖራሉ። እንነዛን ስራዎች ወይንም ቤተክርስቲያኗ የምታዘንን ስራዎች እየሰራን ቤተክርስቲያን ውስጥ የምናከብረው በዓል ነው የሚሆነው። በዋናነት ይሄ ደግሞ ለምንድንነው የሚያገለግለው ስንል? በረከት ለማግኘት በረከት ለማግኘት ያው እንደየእምነታችን መጠን የምናምናቸው ሥራዓቶች ይኖራሉ። በረከት ለማግኘት ሰማያዊ በረከት ለማግኘት ከምድራዊ በረከት አልፎ ሰማያዊ በረከት ለማግኘት ምን እናደርጋለን? ሃይማኖታዊ በዓላቶችንም እናከብራለን ሃይማኖታዊ በዓላቶችን በምናከብርበትም ጊዜ የምናገኛቸው ጥቅሞች ይኖራሉ። ሃይማኖታዊ በዓላቶችንም ካከበርን በኋላ እንደየ አቅማችን መጠንም ወደ እየቤታችን መጥተንም በተመሳሳይ ሃይማኖቱን የሚገልጽ ነገር በጋራ ከሰዎች ጋር ማዕድ እየቆረስን በዓሉን የሚያወድስ ነገር እያነሳን እየዘመርን የምናከብርበት ሁኔታ ይኖራል። ማለት ነው። ስለዚህ ሃይማኖት ቦታዎች ላይ የምናከብራቸው ሃይማኖታዊ በዓላቶች አሉ። ከሃይማኖታዊ ቦታዎች በተጨማሪ ደግሞ ቤታችን ውስጥ በተለያዩ ስራዎች እየሰራን የምናከብራቸው ሃይማኖታዊ በዓላቶች ይኖራሉ ማለት ነው። ይሄንን ነው ለማንሳት የምፈልኩት እመሰግናለሁ

አመሰግናለሁ በዚህ ቅዳሜና እሁድ ምን ታደርጋለህ የሚል ነው ጥያቄው? ቅዳሜና እሁዴን ብዙ ጊዜ የምከውናቸው ወይንም የምፈጽማቸው ድርጊቶች የማደርጋቸው ነገሮች ተመሳሳይ ናቸው የሚሆነው። ለምሳሌ ለየብቻ ብናያቸው በቅዳሜ የማደርጋቸውን በወድ የማደርጋቸውን በዚህ ሳምንት የማደርጋቸው ነገሮች የመጀመሪያ ቅዳሜ የማደርገው ምንድነው? በእንደሌላው ጊዜ በሌሊት አልነሳም አረፋፍጄ ነው የምነሳው በዋናነት ከእንቅልፌ የምነሳበት ሰዓት እንደ ስራ ቀናቶች በጠዋት አይሆኑም አረፋፍጄ እነሳለሁ። ከዛ በኋላ ከተነሳው በኋላ የግል ንጽህናዬን እጠብቃለሁ። የግል ንጽህና ስንል ገላዬን እታጠባለሁ ፊቴን እታጠባለሁ ከዛ በኋላ ለተወሰነ ደቂቃ ጸሎት አደርጋለሁ ጸሎት አደርጋለሁ ከአምላኬ ጋር እገናኛለሁ። ከዛ በመቀጠል ደግሞ ከቤተሰቦቼ ጋር የጋራ ቁርስ እንመገባለን የጋራ ቁርስ እንመገባለን ልጆቼም ነፃ ነው የሚሆኑት ወይንም ከትምህርት ነፃ የሚሆኑበት ቀን ስለሆነ። በዋናነት በጋራ ነው ማዕድ የምንቆርሰው ማለት ነው። እንደዛ አድርጌን ከጨረስን በኋላ ቡና ቡና ፕሮግራም ይኖርናል የቡና ፕሮግራም። ከ ከወን በኋላ ቀጣዩ ስራችን የሚሆነው ምንድነው የሚሆነው? ልጆቼ ጋር ጊዜ ማሳለፍ ነው። በተለይ የኔ ስራ የሚሆነው ልጆቼ ጋር ጊዜ ማሳለፍ ነው። ልጆቼ ምን አጋጠማቸው በሳምንቱ ውስጥ ቅዳሜን እናወዳቸውን እንዴት ማሳለፍ አለባቸው የቤትሰራቸውን መስራት እንዳለባቸው አቅጣጫ እየሰጠው ከእነሱ ጋር ጊዜ አሳልፋለሁ። ከዛ በኋላም ወደ ገበያ በመሄድ ገበያ ውስጥ ከባለቤቴ ጋር ለሳምንት ለቀጣይ ሳምንት የሚያስፈልጉኝን እቃዎች እገዛዛለሁኝ። እንደዛ ነው የሚያስፈልጉኝን እቃዎች ለሳምንት የሚያስፈልጉኝን እቃዎች ከገዛሁ በኋላ ወደ ቤት ተመልሼ አሁንም ቤት ውስጥ የምከውናቸውን ስራዎች እቀጥላለሁ ማለት ነው። ቤት ውስጥ የምከውናቸው ስራዎች ይኖራሉ ከዛ በኋላ ተመልሶ ምሳ መብላት ይኖራል። ከሰአት አንዳንድ የቴሌቪዥን ፕሮግራሞችን መመልከት ከዚህም በተጨማሪ ኳስ ትልልቅ የኳስ ጨዋታዎች ካሉ እነሱን የማየት ልምድ አለኝ። ቅዳሜ ከሰአት ላይ ስለዚህ ጊዜን የተወሰነ ጊዜ ከልጆች ጋር ካሳለፍክ በኋላ ኳስ የማየት ልምድ አለኝ። ወደ ኳስ ማየት እሄዳለሁ ማለት ነው የከሰአት ፕሮግራም ይሄ ነው። ከዛ በኋላ ቅዳሜ ይመሻል በዛ መልኩ ቅዳሜ ቀናችን ያልፋል ማለት ነው። እሁድም በተመሳሳይ ነው የሚሆነው። እሁድ እንደሌላው ጊዜ አሁንም በጠዋት አልነሳም አረፋ ፍጄ ነው የምነሳው ወደ አንድ ሰዓት ተኩል ሁለት ሰዓት አካባቢ። እሱን ከከወንኩ በኋላ ምንድነው የማደርገው? የግል ንጽህናዬን ጠብቅና ወደ መንፈሳዊ ቦታ ነው የምጓዘው ሆድ በተለይ ከጠዋት ያለውን ጊዜ ማሳለፈው ቤተክርስቲያን ላይ ነው መንፈሳዊ ቦታዎች ላይ ነው። ከዛ በኋላ ከልጆቼ ጋር ልጆቼን ሰብስቤ እንዲህ መንፈሳዊ ቦታ ላይ እስከ አራት ሰዓት እስከ አምስት ሰዓት ድረስ የማሳልፍበት ሁኔታ ይኖራል ማለት ነው። እሁድ እሁድን በጡ የጧት ፕሮግራሜን መንፈሳዊ ነገር በማግኘት ከአለማዊና ጋር አልፎ መንፈሳዊ ነገር በማግኘት የማሳልፍበት ጠዋት ነው የሚሆነው ጠዋቱ ማለት ነው። ከዛ በኋላ የጠዋት ፕሮግራሜን በዛ መልኩ ከጨረስኩ በኋላ ወደ ቤት ተመልሼ ቁርስ እበላለሁኝ። የቡና ፕሮግራም ይኖረኛል እነሱን ከከወንኩ በኋላ የከሰአት ፕሮግራም የሚሆነው ልጆቼን ገላቸውን የማጠፍ ለሰኞ ለቀጣዩ ሰኞ ትምህርት የማዘጋጀት ስራዎችን እሰራለሁ ቅዳሜ ከሰአት መጀመሪያዎቹ ሰዓታቶች ላይ ማለት ነው። እነዚህን ስራዎች ከከወንኩ ቡኋላ ቀጣይ የሚሆነው ልጆቼን ወደ መዝናኛ ቦታዎች መውሰድ ነው የሚሆነው። ልጆቼን ወደተለያዩ መዝናኛ ቦታዎች ራሳቸውን የሚያዝናኑ ቦታዎች እወስዳቸዋለው ለምሳሌ መዝናኛ ቦታዎች ላይ በጣም ህፃናት ለሆኑት ደግሞ መጫወቻ ቦታዎች አሉ መጫወቻ ቦታዎች አሉ የህፃናትን አእምሮ የሚያድሱ ቦታዎች እንደዚህ አይነት ቦታዎች እወስዳቸዋለሁ። ያን ካደረኩኝ በኋላ መልሼ አሁንም ደግሞ እነሱን ከከወንኩ በኋላ እንመለስና ልጆቼን ሻይ ልጆቼ ጋር ሻይ ቡና አላለው ለተወሰነ ሰዓት ወይም ደቂቃዎች ካፌዎች ላይ እና ሬስቶራንቶች አሳልፋለሁ ከልጆቼ ጋር ማለት ነው። ከዛ በኋላ ልጆቼ የሚፈልጉትን ነገር እንዲጠቀሙ አድርጌ ለሰኞ ትምህርት ወይንም ለቀጣዩ ሳምንት ትምህርት እንዲዘጋጁ አደርጋቸዋለሁ ማለት ነው። በዋናነት በዚህ ቅዳሜና ወደማደርገው ነገሬን ነው። በተመሳሳይ በብዙዎቹ ቅዳሜና ወር ቀኖች መካወናቸው እነዚህን ነው። በዚህ ቅዳሜና ወር ምን ታደርጋለህ የሚለው ርዕሰ ጉዳይ ለማንሳት የፈለኩት ይሄን ነው። አመሰግናለሁ

አመሰግናለሁ የዚህኛው መወያያ እርሳችን ደግሞ የሚለው ባህላዊ ልብስ ትለብሳለህ ወይ ነው የሚለው? ባህላዊ ልብስ አዎ እለብሳለሁ በተለይ በተለይ ሁሌ አይደለም እነዚህ የባህል ልብሶች የምለብሳቸው የተለዩ ፕሮግራሞች ሲኖሩ ለምሳሌ በዓላቶች ሲኖሩ ልክ እንደ ዘመን መለወጫ ወይንም ይሄንም አዲስ አመት ሃይማኖታዊ በዓላቶች ልክ እንደ ገና ጥምቀት ትንሳኤ እንዲህ እንዲህ አይነት በዓላቶች ሲኖሩ ሃይማኖታዊ ወይም ሀገራዊ በዓላቶች ሲኖሩ በዋናነት እነዚህን ባህላዊ ልብሶች እለብሳለሁ። ከዛ በተጨማሪ ደግሞ በግለሰብ ደረጃ የማከብራቸው በዓላቶች ይኖራሉ። ለምሳሌ የልጆቼን ልደት በማከብርበት በሰአት የልጆቼን ልደት ብቻ ሳይሆን የኔንም ልደት ወይንም የባለቤቴን ልደት በማከብርበት ሰዓት በዋናነት እንዲለበስ ምመክረው እኔም የምለብሰው ባህላዊ ልብሶችን ነው ባህላዊ ልብሶች እንደሚታወቁ አሁን ላይ ዘምነው ነው ያሉት በተለያየ መጠን። ለተለያዩ ፕሮግራሞች ብቻ ሳይሆን ለስራ ሁሉ በሚመች መልኩ ተዘጋጅተው እናገኛቸዋለን። ከዛ በኋላ እንድያውም ቀጣዮቹን ሳምንታትን ባህላዊ ልብስ በማልበስ በመልበስ ነው የማሳልፈው። ለምሳሌ እሁድ ከሆነ ያ በዓል በዓል የተከበረው ቀጣዮቹን ሳምንታቶች ከሰኞ ጀምሮ ያሉት ቀናቶች ስራ ቦታ ላይ ያንን የባህል ልብስ ለመልበስ ነው የምሞክረው። ለምን እነዚህ የባህል ልብሶች መበረታታት አለባቸው ብዬ ስለማስብ ማለት ነው። እነዚህ የባህል ልብሶች። ከተበረታቱ ምን ሊሆን ነው ማለት ነው? ሀገራችንን በደንብ ማስተዋወቅ እንችላለን። ለብዙ ሰዎች የሰራ ዕድልን መፍጠር ይቻላል በነገራችን ላይ ለብዙ ሰዎች ከባህል ልብስ ከሚሰሩት ጀምረው ጥሬ እቃውን እስከሚያቀርቡት ድረስ ገበያ ውስጥ አምጥተው ሽያጭ እስከሚያከናውኑት ድረስ ሰንሰለቱ በጣም ረጅም ነው። ሰንሰለቱ በጣም ረጅም ስለሆነ ምን ማድረግ እንችላለን ማለት ነው? ብዙ ሰዎችን ማሳተፍ እንችላለን ብዙ ሰዎች በዚህ የስራ መስክ ውስጥ ሊሳተፉ ይችላሉ ማለት ነው። ስለዚህ ባህላዊ ልብስ መልበስ መበረታታት አለበት። እኔም ከሚለብሱት ወገን ነኝ በጣም ከሚጠቀሙት ወገን ነኝ በተለይ በተለይ በዓላትና ከበዓላት ማግስት ወይንም ከበዓላት ቀጣይ ባሉት ቀናቶች በትልቁ ወይንም በሰፊው እነዚህን የባህል ልብሶች እጠቀማለሁ ወይንም እለብሳለሁ ማለት ነው። ነገር ግን ከዲዛይነሮችም ወይንም ያንን ልብስ ከሚያዘጋጁት ሰዎች የሚጠበቅ ነገር አለ። በጣም አስቸጋሪ ሆኖ በጣም ከበድ ያሉ ልብሶችን ቢያዘጋጁ ምናልባት የመለበስ እድላቸው አስቸጋሪ ሊሆን ይችላል። ስለዚህ ምንድነው? መሆን ያለበት በተቻለ መጠን ቀለል ቀለል ያሉ ልብሶችን መልበስ ማዘጋጀት ቀለል ቀለል ያሉ ልብሶችን ባዘጋጀን ቁጥር ሰው የመልበስ ነገር ይጨምራል። በተመሳሳይ ደግሞ ከበድ ከበድ ያሉ ልብሶችን የሚፈልግ ሰው አለ። ለምሳሌ አንዳንድ ተቋማት ላይ ሱፍ መልበስ ግዴታ ሊሆን ይችላል። ስለዚህ ነጭ ልብሶቻችን ወይንም የባህል ልብሶቻችን በዛ መልኩ ብናዘጋጃቸው እንደየሰው ፍላጎት ለስራ በሱፍ መልኩ የሚፈልጋቸው ከሆነ በሚፈልገው መልኩ ማዘጋጀት። ሁለተኛም ደግሞ ቀለል ያሉ ልብሶችን የሚፈልግ ሰው ካለ ደግሞ ቀለል አድርጎ ለየትኛውም እውነት ስራ ለመስራት እንዳያስቸግረው ለመንቀሳቀስ እንዳያስቸግረው ሲጓዝ ሙቀት እንዳይሰማው እንደዚህ አድርገን ብናዘጋጃቸው። የመለበስ እድላቸው ሰፊ ነው ሰውም በጣም ምርጫው ያደርጋል ብዬ አስባለሁ። አሁን ላይ ብዙ የተሻሻሉ ነገሮች አሉ። ባህል ልብሶቻችን ወይንም ባህላዊ ልብሶቻችን በተለያየ መጠን በተለያየ ልክ የመስራት ነገር አለ። አዳዲስ ነገሮችንም እየተጨመረባቸው ነው። ጥሩ የሆነው ልምድ እሱ ነው አዳዲስ ነገሮች እየተጨመረባቸው እየሄደ ነው ያለው። ይሄን ባደረግን ሰዓት ደግሞ ሰው የመልበስ ፍላጎቱ ይጨምራል። ጊዜ ቢወስድም ጊዜ ቢወስድም ወደፊትም እንደውም አንዳንድ የስራ ቦታዎች ላይ እነዚህን ባህላዊ ልብሶች እንደ ግዴታ ማድረግ የሚኖርብን ቦታዎች አሉ። ለምሳሌ የምንድነው የባህል ቢሮዎች አሉ። ከባህል ጋር በተያያዘ የሚሰሩ ቢሮዎች አሉ እንደዚህ አይነት ቢሮዎች ላይ አሁን እንደዚህ አይነት ባህላዊ ልብሶችን እንዲለብሱ ብናስገድድ አንደኛ የሀገራቸውን ባህል ያስተዋውቃሉ ሁለተኛም ደግሞ ለሰውም የማላማመድ ነገር ይኖራል ማለት ነው። ስለዚህ ጥሩ ናቸው እነዚህ ባህላዊ ልብሶች አሁን ላይ በተለያየ መጠን እየተሰሩ ነው ሰው በሚፈልገው ልክ። አሁንም ግን ብዙ መሻሻል ያለባቸው ነገሮች እንዳሉ ይሰማኛል። ስለዚህ ባህላዊ ልብስ እለብሳለሁ ወይ? ለሚለው አዎ በደንብ እለብሳለሁ በተለይ በተለይ ከበዓላት ማግስት እና በዓላትን ተንተርሶ እንደዚህ ልብሶች በሰፊው እጠቀማለሁ። ይሄንን ነው ለማንሳት የፈለኩት አመሰግናለሁ

አመሰግናለሁ ምን አይነት ሳሙና ትጠቀማለህ የሚል ነው ጥያቄው? ወይንም የመነሻ ሀሳባችን ምን አይነት ሳሙናዎችን ነው ምጠቀመው በዋናነት። ፈሳሽ ሳሙናዎችንም እጠቀማለሁ በጠጣር መልኩ የተዘጋጁ ሳሙናዎችንም እጠቀማለሁ። በዛ ላይ ደግሞ ለልብስና ገላዬን ወይንም ፊቴን ለመታጠብ የምትጠቀምባቸው ሳሙናዎችም ተመሳሳይ አይደሉም። ለምሳሌ ወደ ለልብስ ተብሎ የሚዘጋጁ ሳሙናዎች አሉ ለልብስ ለማጥብ ተብሎ የሚዘጋጁ ሳሙናዎችች አሉ። በዋናነት ልብስ ለማጣት የምፈልግ ከሆነ ደረቅ ሳሙናዎችን ለልብስ ተብሎ የተዘጋጁትን እጠቀማለሁ። በተመሳሳይ ፈሳሽ ሳሙናዎች አሉ ለልብስ እቃ ተብሎ የሚዘጋጁት ስለዚህ ለእቃ ከሆነ የእቃ ሳሙናዎችን እጠቀማለሁ። የፈሳሹ ነው የእቃ ሳሙናዎች ለልብስ ከሆነ ደግሞ ፈሳሽ ሆኖ የልብስ ሳሙናዎችን እጠቀማለሁ ማለት ነው። በተመሳሳይ ገላዪን ለመታጠብ ወይንም ደግሞ ፊቴን ለመታጠብም ልጆችንም ለማጠብ ምን አይነት ሳሙናዎችን ነው የምጠቀመው? በጣም ጥሩ ጠረን ያላቸው ሳሙናዎች አሉ። ለገላችን ለቆዳችን ተስማሚ የሆኑ ተስማሚ የሆኑ ጥሩ ጠረን ያላቸው ሳሙናዎች። ጥሩ ሽታ ያላቸው ሳሙናዎች ይኖራሉ በዋናነት እነሱን ነው የምጠቀመው። እነሱን ሳሙናዎች በምጠቀምበት ሰዓት እነኚህ የተሻለ ለቆዳዬ ልስላሴም ጥሩ ናቸው የሚሆኑት። ከዛም በተጨማሪ ደግሞ ምንም አይነት መጥፎ ባዕድ ስሜት አይሰማኝም ማለት ነው። በተለይ ደግሞ የምንጠቀማቸው ሳሙናዎች ወጥ መሆን አለባቸው ብዬ አስባለሁ አንድ አይነት መሆን አለባቸው ብዬ አስባለሁ። ለምን አንዳንድ ሳሙናዎች ምናልባት ለቆዳችን ላይመቹ ይችላሉ። ስለዚህ ከዚህ በፊት የምንጠቀማቸው ለቆዳችን ተስማሚ ምንም አይነት ሰላም የማይነሱ አይነት ሳሙናዎች ብንጠቀም። የተሻለ ነው ብዬ አስባለሁኝ ከሳሙና ጋር በተያያዘ ማለት ነው። እነዚህ ሳሙናዎች አሁን ላይ እንደሚታወቀው በተለይ በተለይ ለልብስ ለማጠብ በዋናነት የምንጠቀመው ፈሳሹን ሳሙና ነው የሚሆነው። ፈሳሽ ሳሙና በተለያየ ሊትር የተዘጋጀ አለ። ከግማሽ ሊትር ጀምሮ አንድ ሊትር ሶስት ሊትር አምስት ሊትር አስር ሊትር እያልን በምንፈልገው ልክ እናገኛለን። እሱን እንጠቀማለን እንደ አጋዥ አድርገን ለልብስ ማጠቢያ ደግሞ አንዳንድ ልብሶች ደረቁን ሳሙና ለማ ምንድነው ለማሸት? ግዴታ ደረቅ ሳሙና የሚፈልጉ ልብሶች ይኖራሉ። እነሱን ልብሶች ደግሞ በምን እናደርጋለን ከፈሳሹ ሳሙና በተጨማሪ ደግሞ ደረቅ ሳሙናዎችን በተጨማሪ ወስደን ደረቁንም ፈሳሹንም ሳሙና አንድ ላይ የምንጠቀምበት አግባብ ይኖራል ማለት ነው። ስለዚህ ሳሙና ምን አይነት ሳሙና ትጠቀማለህ የሚለውን። ጥያቄ ለመመለስ ያክል ለልብስ ከሆነ ደረቁንም ፈሳሹንም ሳሙና እጠቀማለሁ እንደ ልብሱ ባህሪ እንደ ልብሱ አይነት። አንዳንድ ልብሶች በፈሳሽ ሳሙና ብቻ ንጹህ መሆን ይችላሉ ሌሎች ልብሶች ደግሞ ከፈሳሽ ሳሙና በተጨማሪ ደረቁንም ሳሙና የሚፈልጉ ልብሶች ይኖራሉ እነሱን እጠቀማለሁ። ፊቴን ለመታጠብ ገላዬን ለመታጠብ ደግሞ በዋናነት የምጠቀመው ደረቅ ሳሙና ሆኖ ጥሩ ጠረን ያላቸው ጥሩ ጠረን ያላቸው ለገላ ተብሎ የሚዘጋጁ ሳሙናዎች አሉ። ለምሳሌ ወደ ገላ ሳሙና ብመጣ ዶሩ የሚባል ሳሙና አለ ላይፍ ቦይ የሚባሉ ሳሙናዎች አሉ። እነዚህን ሳሙናዎች በዋናነት የምጠቀመው ከሁለቱ ሳሙናዎች ውጪ አልወጣም። ወይ ዶሩን ሳሙናን የምጠቀመው ወይንም ደግሞ ላይፍ ቦይን የሚባለውን የሳሙና አይነት ነው የምጠቀመው ማለት ነው። ወደ ልብስ ሳሙና ስመጣ ደግሞ በዋናነት የምጠቀመው የመረጥኩት አንድ አይነት ፈሳሽ ሳሙና አለ። ልዩ የሚባል ፈሳሽ ሳሙና አይነት አለ እሱን ነው በዋናነት የምጠቀመው ጥራቱም ጥሩ ነው። የማጽዳት አቅሙም በጣም ከፍተኛ ነው የሚሆነው ስለዚህ ለልብስ ከሆነ እሱን ነው የምጠቀመው ፈሳሽ ሳሙና። ደረቅ ሳሙና ደግሞ አሁን ላይ በብዙ አማራጮች ስላሉ ከእነሱ አማራጮች መካከል አሁን ስሙን ለጊዜው ረሳሁት እንጂ። የሆነ ሳሙና አለ በጣም ወድጄ ተከታታይ እየተጠቀምኩት ያለ ሶላር የሚባል ሳሙና ሶላር የሚባል ሳሙና አለ። በጣም ለረጅም ጊዜ ወይንም በጣም በተደጋጋሚ የተጠቀምኩትና ውጤቱንም በደንብ ያየሁበት ወይንም ጥሩ ውጤት ያለው የማጽዳት አቅሙ ትልቅ የሆነ ውጤት ያለው ሳሙና አለን። ስለዚህ ምን አይነት ሳሙና ትጠቀማለህ የሚለው ቀደም ሲል እንዳነሳሁት ለልብስ የምጠቀምበት አለ ፈሳሹም ደረቅም ሳሙና ለገላ የምጠቀምበት አለ። ደረቅ ሳሙና እነዚህን ሳሙናዎች በዋናነት እጠቀማለሁ ማለት ነው። ከዚ እርዕሰ ጉዳይ ጋር በተያያዘ ማንሳት የፈለኩት ይሄን ነው አመሰግናለሁ

አመሰግናለሁ ምን አይነት ጫማ ትወዳለህ የሚል ነው። ይሄኛው ርዕስ ደግሞ ምን አይነት ጫማዎችን ነው የምወደው። ብዙ ጊዜ። ቤት ውስጥ ስሆንና ውጭ የተለያዩ ጫማዎችን ነው የምጠቀመው ቤት ውስጥ ስሆን ብዙ ጊዜ ነፃ የሚያደርጉኝ ነጠላ ጫማ የሚባሉ ጫማዎች አሉ። ክፍት የሆኑ ጫማዎች ማለት ነው አየር ማስገባት የሚችሉ እግርን የማያፍኑ አይነት ጫማዎች አሉ። በዋናነት ቤት ስሆን እነሱን ነው የምለብሰው ወዲያውኑ ከስራ ተመልሼ ቤት እንደገባሁ የምቀይራቸው ጫማዎች እነሱን ነው። ስራ ስትወጣ ብቻ ነው ሌሎች ሽፍን ጫማዎችን የምለብሰው። ወደ ስራ ቦታ በሚልበት ሰዓት ወይንም ወደምንቀሳቀስበት ሰዓት ከሆነ በተለይ ስራ ቦታ ከሆነ መደበኛ የሚባል አለባስ ነው የምለብስ። ሱፍ አይነት ሱሪዎችን ምለብስ ከሆነ የምጫማው ጫማ ምንድነው? የሚሆነው ወይንም የማደርገው ጫማ ምንድነው? የሚሆነው ቆዳ ጫማዎችን ነው የምወደው። የሱፍ ሱሪ ከለበስኩ ማለት ነው። ነገር ግን የጂንስ ሱሪዎችን የምለብስ ከሆነ በዋናነት ሲኒከር ጫማዎችን እወስዳለሁ። እለብሳለሁ ሽፍን የሆኑ ጫማዎችን ማለት ነው። ስለዚህ በዋናነት እነዚህን ስወጣ ስወጣ በተለይ ብዙ ጊዜ የስራዬ ባሀሪ የሱፍ ስሪዎችን እንድለብስ ስለማያስገድደኝ። ብዙ ጊዜ ጂንስ ሱሪዎችን ነው የምለብስ። ጂንስ የሆኑ ሰሪዎችን የምለብስ ከሆነ ደግሞ ምንድነው የማደርገው? ብዙ ጊዜ የምለብሰው ጫማ። ስኒከር የሆነ ጫማ ሽፍን የሆነ ጫማ በተለይ በተለይ ማሰሪያ ያላቸው ጫማዎችን ነው የምወደው። ማሰሪያ ያላቸው ጫማዎችን ነው የምወደው። ማሰሪያ ከሌላቸው ጫማዎች በተለየው ሁኔታ ስለዚህ ወደ ውጭ የምወጣ ከሆነ። ወይም ወደ ስራ ቦታ የሚሄድ ከሆነ መደበኛ የሚባለውን አለባበስ ጂንስ በስሊፕ በስኒከር ጫማ ነው የማደርገው ማለት ነው። ቤት ውስጥ ስሆን ግን ቀደም ብዬ እንጀነገርኳችሁ። ነጠላ ጫማ ነው የምለብሰው ወይንም ክፍት ጫማዎችን ነው የምለብሰው አየር ማስገባት እንዲችል እግሬን የማያፍኑ ጫማዎች መሆን ስላለባቸው ማለት ነው። ወደ ውጭ ስወጣ። ቀደም ብዬ እንዳልኩት ስኒከር ጫማዎችን ነው የምለብሰው እነሱን ስለብስ ደግሞ ከእነሱም ውስጥ ደግሞ ምን አይነት ጫማዎችን ነው የምወስደው? ብዙ ጊዜ። በተወሰነ ደረጃ ንፋስ ሊያስገቡ የሚችሉ ንፋስ ሊያስገቡ የሚችሉ ጫማዎችን ነው ስኒካርም ሆኖ የምለብሰው ለምን እንደሚታወቀው እግራችን ለረጅም ሰዓት ሽፍን ጫማ ለብሰን ስንውል። የመታፈን ነገር አለ የመታፈን ነገር ሲኖር ደግሞ ያልበናል በዛ ላበት ምክንያት ደግሞ የሚፈጠሩ። ያልተፈለጉ ሽታዎች ይኖራሉ እነሱን ለመከላከል በዋናነት ምንድነው የምትጠቀመው? በተቻለ መጠን የተወሰኑ ክፍተቶች ያሉት በጫማው መሃል ላይ ክፍተቶች ያሉት ጫማ ሳገኝ ብዙ ጊዜ ምርጫዬ እሱ ነው የሚሆነው ንፋስ በቀላሉ ማግባት ይችላል። ስለዚህ ቀደም ብዬ ያነሳሁት ችግር መወገድ ማስወገድ ይቻላል ማለት ነው። ቤት ውስጥ ሰሆን ግን ምንም አይነት ሽፍን ጫማ አለብስም። ቀለል ያለ ነጠላ ጫማ ወይም ክፍት ጫማዎችን ነው የማደርገው። እንዲሁም ደግሞ ምናልባት ሰፈር ውስጥ ከልጆቼ ጋር በምንቀሳቀስበት ሰዓት ከልጆቼ ጋር የተወሰነ ራሴን ለማዝናናት በምንቀሳቀስበት ሰዓት ክፍት የሆኑ ጫማዎችንም በተመሳሳይ የምትጠቀምበት አግባብ ይኖራል ማለት ነው። ስለዚህ ብዙ ጊዜ ክፍት ጫማዎችን ብለብስ እመርጣለሁ በተለይ ግዴታ ያልሆነባቸው ቦታዎች ላይ መደበኛው አለባበስ ማለት ነው። ከስራ ቦታ ውጪ በሆኑ ቦታዎች ላይ በተቻለ መጠን ክፍት የሆኑ ነጠላ ጫማዎችን ለመልበስ ነው የምሞክረው። ከዛ ውጪ ግን ከስራ ቦታዬ ላይም ይሁን መደበኛ የሚባሉ ቦታዎች መገኘት የሚኖሩብኝ ቦታዎች ላይ ከሆኑ ደግሞ። ሙሉ ሽፍን ጫማ በተለይ በተለይ ስኒከር ጫማ ከሱሬ ጋር ልሄድ የሚችል ጫማ መርጬ ለመልበስ እሞክራለሁ ማለት ነው። እንዲሁም ደግሞ ዝም ብዬ ያገኘሁትን ጫማ ላለመልበስ ጥረት አደርጋለሁ። አንዳንድ ጫማዎች በተፈጥሯቸው ቶሎ ሽታ የመፍጠር ባህሪ ያላቸው ጫማዎች አሉ። ሌሎች ጫማዎች ደግሞ እንደዚህ አይነት ነገር ብዙ የማዳበር ነገር አይኖራቸውም። ስለዚህ በተቻለ መጠን ብዙ ሽታ ሊፈጥሩ የማይችሉ ጫማዎችን ነው ለመልበስ የምወደው ወይንም ብዙ የማያፍኑ በጣም። አፍነው እግራችንን እንዲያልብ አድርገው ወይንም ላበት እንዲፈጠር አድርገው ሽታ የሚፈጥሩ አይነት ጫማዎችን በጣም የተጋነኑ ጫማዎችን ሳይሆን በተቻለ መጠን ቀለል ያሉ ጫማዎችን ለመርበስ ነው። ጥረት የማደርገው ማለት ነው። ስለዚህ ምን አይነት ጫማ ትወዳለህ? ለሚለው ጥያቄ መደበኛ ስራ ቦታ ላይ ሲሆን ሽፍን ጫማዎችን መልበስ ነው የምወደው። ቤት ውስጥና ሰፈር ውስጥ በምንቀሳቀስበት ጊዜ ደግሞ ክፍት ጫማዎችን ነፋስ የሚያስገቡ ቀለል ያሉ ክብደት የሌላቸውን ጫማዎች መልበስ እወዳለሁ። ይሄንን ነው ለማለት የምፈልገው በዚህ የርዕሰ ጉዳይ ዙሪያ አመሰግናለሁ

አመሰግናለሁ ምን የቤት እቃዎች ትጠቀማለህ የሚል ነው መነሻ ሀሳቡ የዚህ ጊዜ መነጋገሪያ ነጥባችን የሚሆነው። ብዙ አይነት የቤት እቃዎችን እጠቀማለሁ በነገራችን ላይ የቤት እቃዎች ስንል ብዙ ነገሮች አሉ። ለምሳሌ ከምንቀመጥበት በቀመጫ ጀምሮ እስከ ብዙ ነገሮች ማለት ነው። ለምሳሌ ለመቀመጫነት ከስፖንጅ የተሰሩ ሶፋዎችን እና የምትጠቀሙ በዋናነት አንደኛው የቤት እቃዬ እሱ ነው። ሌላኛው ደግሞ እነዚህ ሶፋዎች እንደሚታወቀው ከስፖንጅ ከጣውላ ነው የሚሰሩት የሰውን ምቾት በጠበቀ ሁኔታ ማለት ነው ስለዚህ ለመቀመጫነት እነሱን እጠቀማለሁ። ከዛ በተጨማሪ ሳሎን ላይ ለመመገቢያነት የምግብ ጠረጴዛዎች አሉ ከምግብ ጠረጴዛዎች በተጨማሪ የምግቡ ጠረጴ የምግብ ጠረጴዛዎች ዙሪያ ከጣውላ የተሰሩ አሁንም የሰውን ምቾት በሚጠብቅ መልኩ የተሰሩ የምግብ ወንበሮች ይኖራሉ። የምግብ የመብያው ወንበሮች አሉ እነሱን እጠቀማለሁኝ። እንዲሁም ደግሞ መሃል ላይ ሳሎን መሃል ላይም በተመሳሳይ የመሃል ጠረጴዛ ይኖረኛል ከመስታወት እና ከጣውላ የተሰራ ማለት ነው እነሱን እጠቀማለሁ። እንዲሁም ደግሞ ለቴሌቪዥን ማስቀመጫነት ከጣውላ የተሰሩ ዘመናዊ የሆኑ የቴሌቪዥን ማስቀመጫዎች አሉ እነሱን እንደ አንድ የቤት እቃ እጠቀማለሁ ማለት ነው። ሳሎን ላይ በምናይበት ጊዜ ከዚህ በተጨማሪ ወደ ምኝታ ቤት በምንገባበት ሰዓት ልብሶቻችን በስራት ለማስቀመጥ በስራት ደርድረን ለማስቀመጥ ብዙ ጊዜ የምንጠቀመው ቁም ሳጥን ነው። ቁም ሳጥን ከጣውላ እና መሰል ነገሮች የተሰራ ቁም ሳጥን እጠቀማለሁ ይሄም በጣም ወሳኝ ነገር ነው። ልብሶቻችን ሸክፎ አንድ ቦታ ላይ ይይዛል ልብሶቻችን ሸክፎ አንድ ቦታ ላይ ከመያዙ በተጨማሪ የተበታተኑ የተዝረከረኩ ልብሶችን አናይም። ሌላኛው ደግሞ በምንፈልገው ሰዓት ምንፈልገው ልብስ አውጥተን መልበስ እንችላለን ማለት ነው። ስለዚህ ቁም ሳጥን አንደኛው ቤት ውስጥም የምጠቀምበት እቃ ነው። ሌላኛው ደግሞ አልጋ አለኝ አልጋ ከነፍራሹ አለኝ ከጣውላ የተሰራ የሰው ምቾት ሊጠብቅ የሚችል ደግሞ በተመሳሳይ አልጋው ጋር አብሮ በአልጋው ልክ የተሰራ ፍራሽ ይኖረኛል ማለት አለኝ ማለት ነው። እሱንም እንደ አንዴ ቤት እቃ ጠቀማለሁ እነዚህ ከምገለገልባቸው እቃዎች ውስጥ አንደኞቹ ናቸው። ወደ ምንድነው? ወደ ምሰራራባቸው የሚበላ ነገር ወደ ምሰራራባቸው ቤት እቃዎች ውስጥ ስመጣ ለምሳሌ ውሃም ይሁን ሌሎች መጠጦችን ለመጠጣት ከጠርሙሶችን ብርጭቆዎችን እጠቀማለሁ። ወይንም ደግሞ ኩባያዎችን እጠቀማለሁ ለውሃ መጠጥ አገልግሎት የሚያገለግሉ ለዚህ ተብለው የተዘጋጁ በርጭቆዎች አሉን። ለዚህ ተብለው የተዘጋጁ ኩባያዎች እነሱን በዋናነት እጠቀማለሁኝ። ይሄን ካደረኩኝ በኋላ ደግሞ ወይንም ከዚህ በተጨማሪ ደግሞ ምግብ ለመስሪያነት የሚያገለግሉ እቃዎች አሉ። ለምሳሌ ወጥ ለመስራት ምን ያስፈልገኛል? ብረድስቶች አሉ የተለያየ መጠን ያላቸው ብረድስቶች የተለያየ አይነት ምግብ ሊሰሩልን የሚችሉ አይነት ብረትድሰቶች ይኖራሉ። እነሱን እጠቀማለሁ እነሱ ብዙ ጊዜ ከብረት የተሰሩ ከብረት የተሰሩ ድስቶችን እጠቀማለሁ ወጥ ለመስሪያነት ማለት ነው። ከዚህም በተጨማሪ እንጀራ ለመጋገር ብዙ ጊዜ የኛ ባህላዊ ምግብ ወይንም የኛ መደበኛ ምግብ እንጀራ ነው። እንደሚታወቀው ስለዚህ እንጀራ ለመጋገር ምጣድ አለኝ ቤት ውስጥ ምጣድ አለኝ ከሸክላ የተሰራ ከሸክላ እና ከብረት የተሰራ በኤሌክትሪክ ሀይል የሚንቀሳቀስ ማለት ነው ወይንም ኤሌክትሪክን እንደ ግብአት ወስዶ እንጀራ የሚጋግር ምጣድ አለኝ። እሱን ምጣድ ከሸክላ እና ከእንጨት ከሽክላ እና ከብረት የተሰራ ነው ማለት ነው። ስለዚህ በእሱም ተጠቅሜም እንጀራ አዘጋጃለሁ ማለት ነው። ስለዚህ ለተለያዩ አገልግሎቶች የሚውሉ ቤት ውስጥ የተለያዩ እቃዎች አሉኝ። ለመኝታ የሚያገለግል አልጋ ልብሶቻችን ለማስተካከል የሚያገለግል ቁም ሳጥን ለመቀመጥ የሚያገለግሉ የተለያዩ አይነት ሶፋዎች ኩርሴዎች ይኖራሉ። ለምግብ መመግቢያነት የሚያገለግሉ የምግብ ጠረጴዛዎች አሉኝ። ከዚህም በተጨማሪ ወጥ ወይንም መመገቢያ ወጥ የምንሰራባቸው የተለያዩ አይነት መጠን ያላቸው ድስቶች አሉ ክብረት የተሰሩ ውሃ ምንጠጣባቸው የተለያዩ አይነት መጠን ያላቸው ኩባያዎች ብርጭቆዎች ይኖራሉ። ከዚህም በተጨማሪ ደግሞ ምግቦቻችንን የምናበስልባቸው ምጣድ እንጀራ የምንጋግርበት ምጣድ ወጣችንን የምናበስልበት የተለያየ የኤሌክትሪክ ምንጭ የሚጠቀሙ የተለያዩ የምግብ መስሪያ እቃዎች ይኖሩናል ማለት ነው። ስለዚህ እነዚህን እቃዎች ነው በዋነነት ምን የቤት እቃዎች ትጠቀማለህ የሚለው ላይ ለማንሳት የፈለኩት። አመሰግናለሁ ስለነበረኝ ጊዜ

አመሰግናለሁ ገመድ መጠቀም ታውቃለህ ወይ? የሚል ነው እኔ የዚኛው ጊዜ መወያያ ነጥባችን የሚሆነው ገመድ መጠቀም አውቃለሁ አዎ። ምክንያቱም ገመድ ለተለያየ ነገር ነው የሚጠቅመው። አንደኛ እቃዎቻችንን ለማሰር ገመድ እንጠቀማለን ለምሳሌ አንድ እቃ አንድ ማዳበሪያ ወይንም ጆኒያ ውስጥ ካለን ያ እቃ እንዳይፈስ የምንፈልግ ከሆነ። ከላይ በምን እናስረዋለን በገመድ እናስረዋለን ስለዚህ ገመድ ለምን ይጠቅመናል እሱን ለማሳሰር የሚጠቅመን ገመድ መጠቀም በዚህ መልኩ አውቃለሁ። ሁለተኛም ደግሞ በተለይ ልብስ አጥበን ልብሶቻችን ፀሀይ እንዲያገኙ እንዘረጋቸዋለን ፀሀይ ያለበት ቦታ ላይ ስለዚህ አንደኛው የምንጠቀምበት ምንድነው? ገመድን ነው ልብሶቻችን ለመዘርጋት ፀሀይ ላይ የምንጠቀምበት ገመድ ነው። ገመድ እንዘረጋለን ልብሶቻችንን እዛ ላይ እናደርጋለን ከዛ በኋላ ልብሶቹ ውስጥ በቂ ፀሀይ አግኝተው ምን ያደርጋሉ ማለት ነው? እርጥበታቸውን ይለቁና ደርቀው ለመልበስ እንዲዘጋጁ እናደርጋቸዋለን ማለት ነው። ሌላኛው ገመድ ለተለያዩ ጥቅሞች ያገለግለናል በነገራችን ላይ ለምሳሌ የኤሌክትሪክን ከአንድ ቦታ ወደ አንድ ቦታ ለማስተላለፍ የኤሌክትሪክ ገመዶች ያስፈልጉናል። የኤሌክትሪክ ገመዶች ስንል በተለያየ መጠን የሚዘጋጁ አሉ ለተለያየ አላማ ማለት ነው። እነሱን ገመዶች ተጠቅመንም ምን ማድረግ እንችላለን ማለት ነው። ኤሌክትሪክን ከአንድ ቦታ በአንድ ቦታ ማስተላለፍ እንችላለን ማለት ነው። ይሄ ብቻ አይደለም። ለምሳሌ የተለያዩ ለስልክ የምንጠቀምባቸው ኔትወርኮች አሉ። እነዚህን ኔትወርኮች አንድ ቦታ ወደ አንድ ቦታ የምናስተላልፈው ምን ነው አማካኝነት ነው? በገመድ አማካኝነት ነው። እንዲሁም ደግሞ የስልክ ገመዶችን ተጠቅመን ማለት ነው እንዲሁም ደግሞ ቤታችን ውስጥ የምንጠቀምባቸው የ ኢንተርኔት ለማግኘት የኢንተርኔት ምንጮች አሉ ገመድ በተለይ በገመድ የሚሰሩ የኢንተርኔት ግብአቶች ማለት ነው። እነዛን ቤት ቤታችን ድረስ ለማድረስ ምንድነው? የምትጠቀምበት የኔትወርክ ገመዶችን እንጠቀማለን ኔትወርኩን ተቀብለው ወደ እኛ ቤት የሚያስተላልፉ ማለት ነው። ስለዚህ ገመድ ለተለያየ አላማ ስለምንጠቀምበት ገመድ መጠቀም ታውቃለህ ወይ? ለሚለው መነሻ ሀሳብ አዎ በደንብ አውቃለሁ። ምክንያቱም ገመድ ከብዙ ነገሮቻችን ጋር ስለሚገናኝ በየቀኑ ከምንጠቀምባቸው ነገሮች ጋር ስለሚገናኝ ማለት ነው ወይንም ለተለያዩ ነገሮች ስለምንጠቀምበት ገመድን እንደ አጠቃላይ። ገመድ መጠቀምን በደንብ አውቃለሁ ገመድንም በሰፊው እየተጠቀምኩበት እገኛለሁ። ቀደም ሲል ላልኳችሁ አገልግሎቶች በተጨማሪ የተለያዩ ነገሮችን ቤት ውስጥ ለመስቀል የተለያዩ ጌጣጌጦችን ቤቶች ቤት ውስጥ ለመስቀል ጌጣጌጦቹን በገመድ አስሬ አንዳቸው ከአንዳቸው ጋር ጥሩ መስተጋብር እንዲኖራቸው አድርጌ ልጠቀምበት እችላለሁ። ከዛ ውጪ ደግሞ በተለይ በዓላት በመጣ ጊዜ በእኛ በኢትዮጵያውያን ባህል ስጋ ይኖራል ስጋ ቋንጣ የምንለው አይነት ስጋ አለ እሱን ስጋ ብዙ ጊዜ ምንድነው የምናደርገው ገመድ ላይ ነው የምንሰቅለው። በስርዓት ይደረጋል ለመስቀል እንዲመች ተደርጎ ከዛ በኋላ ምንድነው የምናደርገው? ገመድ ላይ ቤታችን ውስጥ ገመድ እንዘረጋለን ቤታችን ውስጥ ገመድ እንዘረጋለን ከመኝታ ቤታችን ውጭ በሆነ ቦታ ላይ ማለት ነው። ሽታ ሊኖር ስለሚችል እዛ ላይ ገመዱን እንዘረጋና ስጋዎቹን በስርዓት እንዘለዝላቸዋለን እንዘለዝልና ለምን እናደርጋቸዋለን ማለት ነው። ለመስቀል እንዲመች አድርገን ማለት ነው ንፋስ እንዲያገኙ ንፋስ አግኝተው በቀላሉ እንዲደርቁና ሳይበላሹ ለረጅም ጊዜ እንድንጠቀማቸው ያገለግለናል ማለት ነው። ስለዚህ ገመድ ለምን ያገለግለናል በዚህ ጊዜ ማለት ነው። እነዛን በስራ ተዘልዝለው የተቀመጡ ስጋዎች ካሉን እነዛን ስጋዎች ሰቅለን በቀላሉ ነፋስ አዲንተው በአጭር ጊዜ ውስጥ ሳይበላሹ ለረጅም ጊዜ ያለምንም ችግር። ተጠቅመን ወይንም ለረጅም ጊዜ አገልግሎት ተጠቅመን ያንን ስጋ መጠቀም እንችላለን ማለት ነው። ስለዚህ የገመድ ጥቅም ዘርፈ ብዙ ነው። የገመድ ጥቅም ዘርፈ ብዙ ነው። ቤት ውስጥ ለምንጠቀምባቸው አገልግሎቶች ቀደም ብዬ ላነሳኋቸው አገልግሎቶች ከዛ በተጨማሪም ደግሞ ከቤት ውጪ ለምንጠቀምባቸው ቀደም ብዬ እንዳነሳሁት ኤሌክትሪክን ከአንድ ቦታ ወደ ሌላ ቦታ ለማስተላለፍ። በስልካችንም ይሁን በላፕቶፖቻችንም የምንጠቀመውን ኔትወርክ ከአንድ ቦታ ወደ ሌላ ቦታ ለማስተላለፍ እና ቤታችን ድረስ ቤታችን ድረስ ያን እድል ለማግኘት እንጠቀማለን ማለት ነው። የተለያዩ አይነት ገመዶችን እንጠቀማለን ማለት ነው። ስለዚህ ገመድ መጠቀም ታውቃለህ? ለሚለው መነሻ ሀሳብ አዎ በደንብ አውቃለሁ። ለምን ገመድ ከእለት ተእለት ህይወታችን ጋር ስለሚገናኝ እና ለብዙ አገልግሎቶች እየተጠቀምንበት

አመሰግናለሁ፤ "ምን አይነት ዳቦ ትወዳለህ?" የሚል ነው መነሻ ሀሳቡ። "ምን አይነት ዳቦ ትወዳለህ ብዙ ጊዜ?" በተፈጥሮ ከሚገኘው ስንዴ ምንም አይነት ሌላ ግብአት ሳይጨመርበት የሚዘጋጁ ዳቦዎችን እወዳለሁ። ለምን ቢባል፣ በተፈጥሮና በተፈጥሮ የምናገኘው ብቻ ነው የሚሆነው፤ ምንም አይነት ተጨማሪ ነገር ፋብሪካዎች ውስጥ ገብቶ ተጨማሪ ንጥረ ነገሮች ተጨምሮበት የምናገኘው አይደለም፤ ቀጥታ ቀጥታ ከአርሶ አደሩ የምናገኘው ወይም ከሚመረትበት ቦታ የምናገኘው፣ ወይም ገበያ ላይ የምናገኘው ሆኖ ከዚያ በኋላ ባዕድ ነገሮች ካሉ፣ ባዕድ ነገሮቹን እዚያ ስንዴ ውስጥ ተለቅሞ ለቆ ሲቀጥል ደግሞ እነዚያን ባዕድ ነገሮች ካስወገድን በኋላ፣ በተገቢው መንገድ ወፍጮ ላይ ተፈጭቶ የሚጋገር ዳቦ አለ፤ በተለይ ቤት ውስጥ የምንጋግረውን ዳቦ በጣም ነው የምወደው፤ ለምን ውጭ ላይ የሚጋገረው ዳቦ ጥራቱ በዚያው ልክ ላይሆን ይችላል፣ በምንፈልገው ልክ ላይሆን ይችላል፣ መጠኑም ጥራቱም ማለት ነው፤ ስለዚህ በዋናነት ከምንም አይነት ነገር ያልተቀላቀለባቸው፣ ያው የተፈጥሮ የተፈጥሮ ስንዴን ብቻ ተጠቅሞ የሚዘጋጁ ዳቦዎችን፣ በዋናነት የእኔ ምርጫ እሱ ነው የሚሆነው። ነገር ግን ደግሞ፣ ነገር ግን ደግሞ ከዚህ በተጨማሪ አሁን ላይ አማራጮች ላናገኝ እንችላለን፤ ስንዴውን፣ ትክክለኛውን ስንዴ ማግኘት፣ ትክክለኛውን ስንዴ አግኝተንም ምንድነው በትክክል ተለቅሞ ተፈጭቶ የማይሆንበት ሁኔታ ሊኖር ይችላል፤ ስለዚህ በዚህ ጊዜ ምንድነው የምናደርገው? የተሻሉ የሚባሉ ዳቦ ቤቶችን መምረጥ ይኖርብናል፤ በሰፈራችን ወይም ከተማ ውስጥ የሚገኙ በተሻለ ጥራት፣ በተሻለ መጠን የሚጋግሩ ዳቦ ቤቶች፣ እነሱንም እንደ አንድ አማራጭ ልንወስድ እንችላለን ማለት ነው፤ ስለዚህ "ምን አይነት ዳቦ ትወዳለህ?" የሚለው፣ በዋናነት ከተገኘና ከተቻለ ምንም አይነት ተጨማሪ ግብአት ያልተጨመረባቸው በተፈጥሮ መሬት ላይ የተገኘውን ወይም በተፈጥሮ ተተክሎ የተገኘውን ስንዴ ተጠቅመን የምንጋግራቸውን ዳቦዎች፣ የእኔ ምርጫ በትልቁ እነሱ ናቸው። ግን ካጣፋና ካስቸገረ በእኛ አጠራር ፊኖ ዳቦ የምንጠራው አለ፤ ስንዴው በተወሰነ ደረጃ ፋብሪካ ውስጥ ገብቶ፣ የተወሰኑ ነገሮች ተጨምሮበት ተፈጭቶ የሚመጣ ዳቦ አለ፤ በከለርም ከዚያኛው ይለያል በተወሰነ ደረጃ፤ ለምን በጣም ነጩን የሚጨምሩበት ነገሮች ስላሉ አማራጭ ከጠፋ ደግሞ፣ ሁለተኛ ወዴት እንመጣለን ማለት ነው? በፊኖ ፊኖ ተጠቅሞ ወይም ዱቄት፣ የተለያዩ ዱቄቶችን ተጠቅመው የሚጋገሩ ዳቦዎች ሁለተኛው አማራጭ ናቸው፤ ነገር ግን እነዚህ ዳቦዎች ስንዴውን ስንዴውን፣ መሬት ላይ የበቀለውን ስንዴ ተጠቅመን የምናገኘውን እዚያ ዳቦ ውስጥ የምናገኘውን ንጥረ ነገር ሊት እኮ ልናገኝ አንችልም በምንም ተዓምር። ለምን ቢባል፣ ብዙ ነገሮችን ማንሳት እንችላለን ለምን እንደማይተኩ፤ አንደኛ ፋብሪካ ውስጥ ብዙ ደረጃዎችን አልፈው ነው እኛ ጋር የሚደርሱት፤ በዚህ ጊዜ በተፈጥሮ የያዙት ንጥረ ነገር ይኖራል፤ ያንን የማጣት ነገር አለ በዚያ ደረጃ ውስጥ በሚያልፍበት ሰዓት ማለት ነው፤ ስለዚህ እነዚያ ያንን በሚያጡበት ሰዓት ምን ይሆናል ማለት ነው? ስንዴውን በተፈ ስንዴውን ምንም አይነት ፋብሪካ ውስጥ ሳይገባ ከምናገኘው ንጥረ ነገር፣ ያነሰ ንጥረ ነገር በእነዚህ ዱቄት ተጠቅመን ወይም ፊኖ ፋብሪኬትን ተጠቅመን የምናገኘው፣ የምንጋገረው ዳቦ ላይ ላናገኝ እንችላለን ማለት ነው። ነገር ግን አሁን ላይ እንደሚታወቀው፣ ንጹህ ነገር ማግኘት ትንሽ አስቸጋሪ የሆነበት ጊዜ ላይ ስለሆነ በተቻለ መጠን ቤታችን ውስጥ መጋገር ባንችል እንኳን ስንዴውን አግኝተን ወይም ፊኖ ዱቄቱን ገዝተን በተቻለ መጠን ጥራት ያለው ዳቦ ቤቶች መምረጥ ጥሩ ነው ብዬ አስባለሁኝ፤ ጥራት ያለው ስንል ከዱቄት አቦካካቸው ጀምሮ በጥንቃቄ የሚያውቁ፣ አጋገራቸው በተገቢው ባለሙያ የሚጋግሩ በተመሳሳይ የተበላሸ ዱቄት ተጠቅመው የማያጋግሩ፣ ዳቦውን በእለቱ የሰነበተ ወይም ብዙ ጊዜ የቆየ ዳቦ ሳይሆን፣ በየእለቱ ጋግረው የሚያቀርቡልን ዳቦ ቤቶችን መርጠን ለኛም ለልጆቻችን ብንጠቀም ጥሩ ነው ብዬ አስባለሁ፤ አንደኛ ጤናችንን መጠበቅ እንችላለን፤ ሁለተኛ የምናገኘውንም ነገር እዚያ ላይ ማግኘት እንችላለን ብዬ ስለማስብ ማለት ነው፤ ስለዚህ "ምን አይነት ዳቦ ትወዳለህ?" ከአርሶ አደሩ ቀጥታ ከምናገኘው ስንዴ የሚጋገሩ ዳቦዎች፣ የእኔ የመጀመሪያ ደረጃ ምርጫዎች ናቸው፤ ይሄንን የምወዳቸው እንደዚህ አይነት ዳቦዎች ነው ማለት ነው፤ አመሰግናለሁ።

አመሰግናለሁ የሙዚቃ መሳሪያ መጫወት ትችላለሁ ወይ የሚል ነው? ራሳችን የሚሆነው የሙዚቃ መሳሪያ ብዙዎችን መሳሪያዎች መጫወት አልችልም። በነገራችን ላይ ግን ባህላዊ መሳሪያዎች አሉ የኛ በተለይ እንደ ኢትዮጵያ እኔ እንደምኖርበት አካባቢ እንደ ባህላዊ መሳሪያ የምንጠቀምባችሁ መሳሪያዎች አሉ። ልክ እንደ ዋሺንት ክራር እና ማሲንቆ እነዚህን በተወሰነ መረጃ በጣም በትልቅ ደረጃ ወይንም በትልቅ ባለሙያ ደረጃ መጫወት ባልችልም ግን እሞክራቸዋለሁ። በተለይ በተለይ ክራርና ማሲንቆን ክራርና ማሲንቆን ለራሴ በሚያዝነና መልኩ ግን በተወሰነ ደረጃ ሰዎች በሚወዱት መልኩ ክራርና ማሲንቆን እጫወታቸዋለሁ። ዋሽንተትንም በተወሰነ ደረጃ በተወሰነ ደረጃ በጣም የተጋነነ ባሆንም በተወሰነ ደረጃ ለመጫወት ጥረት አደርጋለሁ። ነገር ግን ብዙ መሳሪያዎችን መጫወት እፈልጋለሁ ወይንም ብዙ መጫወት መሳሪያዎችን የመሳሪያ ነጥቦችን መጫወት እፈልጋለሁ። ለምሳሌ የዘመናዊ የሆኑ የሙዚቃ መሳሪያዎች አሉ። ልክ እንደ ኪቦርድ ሌሎችም ደግሞ የሙዚቃ መሳሪያዎች አሉ። ሳክስፎን ቫዮሊን የምንላቸው የሙዚቃ መሳሪያዎች አሉ እነዚህን ሙዚቃ መሳሪያዎች በጣም መጫወት እፈልጋለሁ። በጣም ነው የሚያዝናኑኝ የሚጫወት ሰው ሳይም ለረጅም ሰዓት ቆሜ ነው የማየው ለረጅም ሰዓት ቆሜ የምከታተልበት ሁኔታ ነው ያለው። ስለዚህ ወደፊት ጊዜውና እድሉ ከገጠመኝ ጊዜ ካገኘው እነዚህን ሙዚቃ መሳሪያዎች እንደሚታወቀው በትምህርት ብዙ ሰዎች እየሰጧቸው ይገኛሉ ስለዚህ ጊዜ ከፈቀደና ሁኔታዎች ከተመቻቹልኝ እነዚህን የሙዚቃ መሳሪያዎች ለመማር ጥረት አድርጋለሁ። በተለይ በተለይ ሳክስፎን እና ቫዮሊን የሚባሉትን የሙዚቃ መሳሪያዎች በጣም ነው የምወዳቸው። በጣም ቀልቤን ከሚገዙት የሙዚቃ መሳሪያ አይነቶች ውስጥ ተጠቃሾች ናቸው ሳክስፎን እና ቫዮሊን ማለት ነው። ስለዚህ ከባህላዊ ሙዚቃ መሳሪያዎች ቀደም ሲል ከዘረዘርኳቸው ልክ እንደ ዋሺንት ክራርና ማሲንቆ በተጨማሪ እነዚህን ዘመናዊ መሳሪያዎችን በደንብ መልመድ በደንብ መማር እና በደንብ ሙዚቃ መሳሪያዎችን በገዝቼ በግለሰብ ደረጃ ቤቴ ውስጥ ይዤ መለማመድ እሞክራለሁኝ። እነዚህን ቀደም ብዬ አነሳችሁ ያነሳኋቸውን የሙዚቃ መሳሪያዎች እንደ ክራር መሰንቆ እና ዋሽንተን ቤቴ ውስጥ በጣም ነው የምትጫወታቸው በቀን ውስጥ ቢያንስ አንዱን የሙዚቃ መሳሪያ ሳልጫወት አልውልም። በተለይ በተለይ ምሽት ላይ ከስራ ገብቼ ከተወሰነ እረፍት በኋላ አንደኛውን ወይ ክራር የመጀመሪያ ቀን ላይ ክራር ተጫውቼ ከሆነ በቀጣዩ ቀን ላይ ማሲንቆ እንዲህ እያደረኩኝ አንደኛ እኔም መንፈሴን ለማደስ ጥረት አደርጋለሁኝ። ልጆቼንም እንዲማሩ አደርጋቸዋለሁ በነገራችን ላይ ከእኔ ስጫወት እያዩ መጀመሪያ መንካት ያለባችሁ ይሄን ነው ቀጣይ ይሄን ነው በዚህ መልኩ መወጠር አለባችሁ እንዲህ እንዲህ አይነት ነገሮችን እያሰረዳሁ ወይም እየተናገርኩ ልጆቼም እንዲጫወቷቸው ስለምፈልግ እነዚህን የሙዚቃ መሳሪያዎች። በተቻለ መጠን ቤት ውስጥ በቀን ቢያንስ ቢያንስ አንዱን የሙዚቃ መሳሪያ ልጆቼ ባሉበት ማታ ማታ ቁጭ ብለን እራት ከበላን በኋላ አንደኛውን የሙዚቃ መሳሪያ ለመጫወት እሞክራለሁኝ። እንዲሁም ደግሞ በዓላቶች የሚኖሩበት ሰዓት ለምሳሌ በጋራ የሚከበሩ የአደባባይ በዓላቶች አሉ ላይ ልክ እንደ ጥምቀት አይነት የጋራ በዓሎች ማለት ነው። እነዚህ በዓላቶች የሚመጡበት ሰዓት ብዙ ጊዜ እነዚህ አይነት ነገሮች አደባባይ ላይ እየወጡና እንጫወትባቸዋለን። ስለዚህ በተቻለ መጠን አንደኛውን በአንደኛው ባህል ላይ አንደኛውን የሙዚቃ መሳሪያ ብዙ ጊዜ ከመሰንቆውንና ክራርን እያፈራረቅኩ ወይም በተለያየ ጊዜ አንዱን እየተጠቀምኩኝ እነዚህን ወስጄ አደባባይ ላይ እንደማጀቢያ በዓሉን ለማክበር እንደ ማጀቢያ በመጠቀም የምትጫወትበት ሁኔታ ይኖራል ማለት ነው። ስለዚህ የሙዚቃ መሳሪያ መጫወት ትችላለህ ወይ? አዎ በተወሰነ ደረጃ የኋላው የሙዚቃ መሳሪያዎችን ልክ እንደ መሰብቆ ክራር እና ዋሽንታ አይነቶችን ለመጫወት እሞክራለሁ ወይንም እጫወታለሁ ሌሎቹን ደግሞ ወደፊት የመማር ትልቅ ሀሳብ አለኝ ማለት ነው። ይሄን ነው ለማሳተፍ የፈለኩት አመሰግን

"አመሰግናለሁ የምትወዱት ምግብ ምንድነው?" የሚል ነው የመነሻ ነጥባችን። በዋናነት የምወደው ምግብ የኛ ባህላዊ ምግብ አለ የሀገራችን ባለው ምግብ የሚባለው ብዙ ጊዜ በተለይ እንጀራ ነው። እንጀራ በወጥ ነው የምንበላው ወጡ የተለያየ አይነት ሊሆን ይችላል የምወደው ምግብ ደግሞ ምንድነው ሽሮ ነው እንጀራ በሽሮ በጣም የምወደው ምግብ ነው በጣም በተደጋጋሚ የምጠቀመው ወይም በጣም በተደጋጋሚ የምበላው የምግብ አይነትም ነው በዋናነት እንጀራ በሽሮ የሚባለው አይነት ምግብ ማለት ነው። ስለዚህ ለምንድነው ይሄንን የወደድኩት ስንል አንደኛ በጣም ረጅም ጊዜ የምንጠቀምበት እንጀራ ነው። እንደኛ እንደ ሀገር ማለት ነው ወይንም በቀን ምናልባት ቁርስ ስንበላ እንጀራ ነው ከሌ ከወጡ ቢለያይም፣ ምሳ ስንበላ እንጀራ ነው ወጡ የተለየ ቢሆንም፣ እራትም ስንበላ እንጀራ ነው ወጡ የተለየ ቢሆንም ስለዚህ መደበኛ ምግባችን የሚሆነው እንጀራ ነው የሚሆነው። ከዛ ውጪ ደግሞ ወጡ የተለያየ አይነት ወጥ ሊሆን ይችላል። ከ በ የጾም ወቅት ከሆነ ምናልባት ከጾም ውጪ የሆኑ ከስጋና ከስጋ ተዋጽኦ ውጪ የሆኑ ምግቦችን እንመገባለን። የፍስክ ሰዓት ወይም ከጾም ሰዓት ውጪ ከሆነ ደግሞ ምን አይነት ምግቦችን የምንመገበው የተለዩ የጾም ምግቦችን ነው የምንመገበው። ልክ ሽሮ፣ አትክልቶችን ሲደመር ደግሞ ምስር ክክ የሚባሉ አይነት ምግቦችን ነው በዋናነት የምንጠቀም የምንጠቀመው። ስለዚህ የምወደው የምግብ አይነት እንጀራ በሽሮ ነው። እንጀራ በሽሮም ሆኖ ደግሞ አትክልት ሲጨመርበት ደግሞ የበለጠ ጣፋጭ ያደርገዋጎልኝ። ስለዚህ በጣም የምወደው ምግብ እንጀራ በሽሮ ነው ወጡ ሽሮ ሲሆን የበለጠ ምቾት ይሰጠኛል። አይሰለችም በነገራችን ላይ እንጀራ በሽሮ የሚባለው የኢትዮጵያ ምግብ የሚሰለች አይነት ምግብ አይደለም። ምናልባት ቁርስም ምሳ እራትም በልተነው ብዙ ተደጋጋሚ እንደበላነው አይነት ስሜት አይሰማንም። ለምሳሌ ስጋ በተደጋጋሚ ብንበላ ቁርስም ምሳም እራትም በኔ በኩል የመሰልቸት ነገር አያለውኝ፤ ነገር ግን ቀደም ሲል ያነሳሁትን ሽሮ እንጀራ በሽሮ በምንበላበት ጊዜ ግን በተደጋጋሚ ነው የምንበላው በነገራችን ላይ በጣም በተደጋጋሚ ነው የሚበላው ኢትዮጵያ ውስጥ እንጀራ በሽሮ ብዙ ሰውም በቀላሉ ሊያገኘው የሚችለው ምግብ እንጀራ በሽሮ ነው። ለምን ዝግጁትም ቀላል ስለሆነ ነው በነገራችን ላይ ሽሮ ለመስራት የሚወስድብኝ ጊዜ በጣም ቀላል ነው የሚሆነው። ምናልባት ሽሮ ካለን ውሃ ማፍላት ነው የሚጠበቅብን ትልቁ ስራ ውሃው ከፈላ ሽሮውን ማዘጋጀት እንችላለን ቀጥታ በጣም ጣፋጭ እንዲሆን ከፈለግን ተጨማሪ ነገሮችን ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲ የሚባሉ ነገሮችን ቃሪያ ልንጨምር እንችላለን እንጂ በጣም አስቸኳይ ከሆነ ምን ማድረግ እንችላለን ውሃ እናፈላለን ዘይት እንጨምራለን ሽሮውን ጨምረን ቀጥታ ምን ማድረግ እንችላለን ማለት ነው መመገብ የምንችልበት ሁኔታ ይኖራል ማለት ነው። ስለዚህ አንደኛ በጣም ቀላል ነው ለመስራት ለሰነፍ ሰው የሚሆን አይነት ምግብ ነው። በተለይ መስራት የማይወድ ሰው ከሆነ ብዙ ጊዜ ሽሮን ነው የሚሰራው። ስለዚህ ሽሮን በቀላሉ ሰርቶ በቀላሉ መመገብ የሚቻልበት ሁኔታ ይኖራል ማለት ነው። ስለዚህ "የምትወዱት ምግብ ምንድነው?" የሚለው ነገር ላይ በዋናነት ብዙ ሰውም ይጋራኛል ብዬ አስባለሁኝ እንጀራ ነው እንጀራ በወጥ ነው የምንወደው። በተለይ ደግሞ ወጡ ሽሮ ሲሆን አብዛኛ የአብዛኛው ሰው ምርጫ ይመስለኛል። ለምን ቀደም ብዬ ያነሳኋቸው ምክንያቶች ስላሉ ማለት ነው። ሽሮን ጣፋጭ ለማድረግ እንጀራ በሽሯችንን ጣፋጭ ለማድረግ ብዙ ጊዜ ምን እንጠቀማለን ኢትዮጵያ ውስጥ ቃሪያ እንጨምራለን ቃሪያና ቲማቲም በተለይ ሽሮ ካለ ቃሪያና ቲማቲም እንጨምራለን። ቃሪያና ቲማቲም ካለ ደግሞ በጣም ነው ደስ የሚለው። የሽሮው ጣዕም አለ ከዛ በተጨማሪ ደግሞ ቃሪያ ቲማቲም ተከትፎ የምንጨምርበት ሰዓት በጣም ጣፋጭ የሆነ ምግብ ነው የሚሆነው ማለት ነው። የሰውን ፍላጎት ያሳካል፤ ለምን አትክልታ አለ፣ ሽሮ በተፈጥሮ የሚይዛቸው ወይንም ሲዘጋጅ በጣም ብዙ ነገሮችን ነው የሚፈልገው። እነሱ ነገሮች አሉት፣ እንጀራው አለ በተፈጥሮ ያለው ብዙ ብዙ ንጥረ ነገሮች አሉ። ከጤፍ ነው የሚሰራው እንጀራው በነገራችን ላይ በተፈጥሮ የሚይዛቸው ብዙ ንጥረ ነገሮች ስለሚኖሩ ይሄን ይሄን ታሳቢ አድርገን እንጀራ በሽሮ በጣም ቆንጆ ምግብ ነው ወይንም የኔ ምርጫ የምወደው ምግብ ነው። ከዛ ላይ ደግሞ ትንሽ አትክልት ነገር ወይንም ቃሪያ በቲማቲም ወይንም ቃሪያ ብቻውን ቃሪያ ብቻውን ደግሞ ጨመር አድርገን ከእንጀራ በሽሮ ጋር በምንበላበት ጊዜ የተለየ ጣዕም እና ምግቡን ተወዳጅ የሚያደርግ አይነት ምግብ ነው ማለት ነው። በዚህ ርዕሰ ጉዳይ ዙሪያ ማንሳት የፈለኳቸው ነጥቦች እነዚህ ናቸው። አመሰግናለሁ።

አመሰግናለሁ። የዚኛው ጊዜ የርዕሰ ጉዳያችን ምን ያህል ጊዜ ወደ ገበያ ትሄዳለህ የሚል ነው? በዋናነት ሁሌ ገበያ ውስጥ የምሄደው ወይም ወደ ገበያ የምሄደው። ብዙ ጊዜ በሳምንት አንድ ቀን ነው የምሄደው። ሳምንት አንድ ቀን ነው ወደ ገበያ የምሄደው። ያ ቀን መቼ መቼ ነው የሚሆነው? ቅዳሜ ቅዳሜ ቀን ነው ብዙ ጊዜ ወደ ገበያ የምሄደው ለምን አንደኛ ቅዳሜ ከስራ ነፃ የምሆንበት ቀን ነው። ስለዚህ ስራዬን ሰርቼ ከሰኞ እስከ አርብ ባሉት ቀናቶች ውስጥ ቅዳሜ ቀን ላይ ለቀጣይ ሳምንት የሚያስፈልጉኝ ይሁን ለቀ ለቀጣይ ጊዜያቶች የሚያስፈልጉኝ ነገሮች የምገዛበት ጊዜ ነው የሚሆነው። ስራ ነፃ መሆኔ ብቻ ሳይሆን ብዙ ጊዜ በተለይ እኔ የምኖርበት ከተማ ላይ ደማቅ የሚባለው ገበያ መቼ ነው የሚካሄደው ቅዳሜ ቅዳሜ ነው። ቅዳሜ ቅዳሜ ምንድነው? ሁሉም የየራ የእንትኑን ያመጣልኝ ማለት አርሶ አደሩም ከረጅም ርቀት መጥቶ ወይንም ረጅም ርቀት ተጉዞ ምን ያደርጋል? ያመረተውን ምርት ያመጣል አትክልቱን ይዞ ይመጣል ፍራፍሬውን ይዞ ይመጣል ሌሎች ሌሎች የጥራጥሬ እህሎችንም ይዞ ይመጣል። ስለዚህ አንደኛ ንጹህ የሆኑ ነገሮችን ቀጥታ ከማሳ ከአርሶ አደሩ ማሳ ቀጥታ መግዛት እንችላለን ወይም ማግኘት እንችላለን። ቀናት ተቆርጠው ወይንም ምርጡ ተሰብስቦ ረጅም ቀናት ያልወሰድ እና ለጤናችን ጉዳት የማያስከትል ነገር ማግኘት እንችላለን። በዛ ቀናቶች ላይ ይሄ ብቻ ሳይሆን በዋጋ ደረጃም ተመጣጣኝ ዋጋ ነው የሚኖራችው። ብዙ ጊዜ ለምን በብዛት ነው የሚገቡት አርሶ አደሩ የምርቶችን ይዞ ይመጣል። ነጋዴው የያዛቸው ምርቶች አሉ ሥለዚህ ውድድር ይኖራል ወይንም ፉክክር ይኖራል ማለት ነው። ብዙ አቅርቦት ካለ አቅርቦቱ በጣም ሰፊ ከሆነ ምን ይፈጠራል ማለት ነው? ፉክክር ይኖራል ማለት ነው ፉክክር በሚኖርበት ሰዓት ደግሞ ሁሉም መሸጥ ይፈልጋል መሸጥ ስለሚፈልግ ዋጋውም ወረድ ያለ ወይንም ቀነስ ያለ ዋጋ ማግኘት ይቻላል ማለት ነው። ሥለዚህ ገበያ ቀን ብዙ ጊዜ የምሄደው በሳምንት አንዴ ነው በዋናነት የምሄደው። በቃ ቅዳሜ ቀን አሁን ባልኳችሁ ምክንያቶች ገበያ ቀን ላይ እሄዳለሁ ማለት ነው። ነገር ግን ምናልባት በየእለቱ የሚያስፈልጉኝ ነገሮች ካሉ በገበያ ላይ መግዛት ያልቻልኳቸው ወይንም ማግኘት ያልቻልኳቸው እቃዎች ካሉ ምናልባት ሱቅ ላይ ልሄድ እችላለሁ። ሱቆች ላይ ገበያ ሳይሆን ሱቆች ላይ ሰፈር ውስጥ የሚገኙ ሱቆች ላይ ማታ ማታ በተለይ ከስራ መልስ የሚያስፈልጉኝን ነገሮች ይዤ ወደ ቤት የምገባበት ሁኔታ ይኖራል ማለት ነው። ሥለዚህ ገበያ የምሄደው በሳምንት አንዴ ቢሆንም ገበያ ውስጥ ማግኘት ያልቻልኳቸው ወይንም በጊዜ ጥረት ወይንም በአቅርቦት ችግር ምክንያት መግዛት ያልቻልኳቸው እቃዎች ካሉ ገበያ ላይ ሱቆች ላይ ሄጄ የምፈልጋቸውን እቃዎች ገዝቼ ወይንም ሸምቼ ወደ ቤት እምመለስበት ሁኔታ ነው ያለው ማለት ነው። በነገራችን ላይ በተቻለ መጠን እኔን ገበያ ላይ እቃዎችን መግዛት ነው የምመርጠው። ገበያ ላይ እቃዎችን መግዛት ከሱቅ የተሻለ አንደኛ በዋጋ ደረጃ ልዩነት አላቸው። ሱቅ ሲሆን ሱቁን የሚሰራው ሰው ተከራይቶ ነው የሚሰራው ስለዚህ። ያን ኪራይ ታሳቢ አድርጎ ነው እያንዳንዱ ምርት ላይ ትርፉንም የሚያወጣው እነዚህ እነዚህ ነገሮች በምናስብበት ሰዓት ምን ይፈጠራል ማለት ነው? ሱቅ ላይ ያለው ነገር ዋጋው እንደሚጨምር ግልጽ ነው። ሁለተኛም ደግሞ ንጹህ የሆነ ነገር ላናገኝ እንችላለን እነዛ ባለሱቆቹም የተለያዩ ከተለያዩ የሰው ገዝተውት ነው የሚሆነው። ሱቅ ላይ የሚሸጡትን እቃ በዚህ ምክንያት ምን ይሆናል ማለት ነው? ንጹህ ነገር ላናገኝ እንችላለን ስለዚህ ንጹህ ነገር ማግኘት የምንፈልግ ከሆነ። ሁለተኛም ደግሞ በዋጋም ተመጣጣኝ ዋጋ ጥራት ያለው ጥራት ያለው ምናልባት ለጤና የማይጎዳ ምርት ያለው ረጅም ቀናትን ያልወሰደ ረጅም ጊዜያትን ያልወሰደ ምርት የምንፈልግ ከሆነ። በዋናነት ከሱቆች ይልቅ ገበያዎች ምርጫችን ይሆናሉ። ገበያም ስንሄድ ደግሞ እነዚህ አይነት ምርቶችን የምናገኝበትን ቀናቶች ብንመርጥ ደግሞ የበለጠ ተ ተማራጭ ይሆናል። እነዚህ የገበያ ቀናቶች እንደየከተማው ሊለያዩ ይችላሉ። ስለዚህ እነዛን ቀናቶች በማወቅ አንደኛ ንጹህ የሆነ ምርት ማግኘት እንችላለን ወይም ንጹህ የሆነ ነገር ገዝተን መምጣት እንችላለን። በዋጋ ደረጃም ከሱቆች በተሻለ ደረጃ በተሻለ ተመጣጣኝ ዋጋ ያላቸው ወይንም የተጋነነ ዋጋ የሌላቸው ምርቶች ማግኘት እንችላለን ማለት ነው እንደ አጠቃላይ ሥለዚህ። በምን ያህል ጊዜ ወደ ገበያ ትሄዳለህ? በሳምንት አንድ ጊዜ ቅዳሜ ቅዳሜ ነው በዋናነት የገበያ አቅም ብዬ የወሰንኩትና ገበያ የምሄደው ማለት ነው። አመሰግናለሁ

አመሰግናለሁ የዚህኛው ጊዜ ርዕሰ ጉዳያችን የሚለው የጨረቃ ብርሃን ትወዳለህ ወይ ነው? የጨረቃ ብርሃን አዎ በጣም ነው የምወደው። ለምን? ብዙ ጊዜ ምሽት ላይ ለመንቀሳቀስ እንቸገራለን። በነገራችን ላይ። ምሽት ላይ ጨረቃ ከሌለች በሁሉ በምንንቀሳቀስባቸው ቦታዎች ላይ ሙሉ መብራት ላናገኝ እንችላለን። ሙሉ መብራት ካላገኘን ደግሞ እኛ ለሌባ ተጋላጭ ነው የምንሆነው ለሌባ ተጋላጭ ከመሆናችን በተጨማሪ ደግሞ ምን አይነት ችግሮች ሊያጋጥሙን ይችላሉ? የመደነቃቀፍ ነገር ይኖራል መውደቅ ይኖራል እንደዚህ እንደዚህ አይነት ችግሮች ይኖራሉ። ነገር ግን ጨረቃ በምትኖር ሰዓት የጨረቃ በራም የምናገኝበት ሰዓት ምንድነው? እነኛ መንገዱ ግልጽ ሆኖ እናየዋለን ግልጽ ሆኖ እናገኘዋለን ስለዚህ ምንም አይነት መደነቃቀፍ አይኖርም። መደነቃቀፍ ከሌለ ደግሞ በመውደቅ የሚባለው ነገር አይኖርም ጉዳት አይደርስብንም ማለት ነው። ከዚህ በተጨማሪ ደግሞ የጨረቃ ብርሃን በሚኖርበት ሰዓት ለሌባም ተጋላጭ አንሆንም። እንቅስቃሴውን በደንብ እያየን ነው የምንሄደው ስለዚህ ምንም አይነት ለሌባ ተጋላጭ አንሆንም። ስለዚህ የጨረቃ ብርሃን ትወዳለህ? አዎ በጣም ነው የምወደው። በተለይ ደግሞ ካለሁበት ቤት ወጣ ብዬ ጨረቃ በምትወጣበት ሰዓት ወይንም ጨረቃ በምትኖርበት ሰዓት። ውጪ ቁጭ ብዬ ከልጆቼ ጋር ጨረቃዋን ጨረቃዋን እንቅስቃሴ የጨረቃዋን ብርሃን እያየሁ ማሳለፍ በጣም ነው የምወደው። ለምን? የጨረቃ ብርሃንን በትልቁ ስለምወድ ማለት ነው። ሲደመርም ወክ ለማድረግ ወይንም ለመንቀሳቀስ እሞክራለሁ በጨረቃ ብርሃን ማለት ነው። ለምን? ከ በሰው ሰራሽ መንገድ ከምናገኘው በመብራት ወይንም በተለያየ መንገድ ከምናገኘው መብራት ይልቅ ደማቅ ብርሃን ነው የምናየው። ደማቅ ብርሃን ነው ሁሉንም ቦታ ያካለለ ብርሃን ነው የምናየው። ስለዚህ ለመንቀሳቀስ በጣም ደስ የሚል ከባቢ ነው የሚፈጠረው የጨረቃ ብርሃን በሚኖርበት ሰዓት ማለት ነው። ሲደመርም ብዙ ስራዎችን መከወን እንችላለን በነገራችን ላይ የጨረቃ ብርሃን ካለን። ሌላ ተጨማሪ ብርሃን ሳንፈልግ ከቀኑ ባልተናነሰ ሁኔታ ወይንም ከቀኑ ባላነሰ ሁኔታ ምን ማድረግ እንችላለን? ስራዎቻችን መከወን እንችላለን። ስለዚህ ሰዓት የሚገደብን ስራዎች ካሉ ወይንም በጨለማ ምክንያት ሰዓት የምንገደብ ከሆነ ምን እናደርጋለን ማለት ነው። የጨረቃ ተጠቅመን ረጅም ሰዓት መስራት እንችላለን ማለት ነው። እናም የጨረቃ ብርሃን በማትኖርበት ሰዓት በጣም ብዙ ሰው ሲቸገር እናያለን። ለመንቀሳቀስም ማታ ማታ መስራት ያለባቸው መስራት ያለባቸው ስራዎች ካሉ እነዛም ለመስራት ብዙ ሰው ሲቸጋገር እናያለን። የጨረቃ ብርሃን በማይኖርበት ሰዓትም በተመሳሳይ ብዙ ሰው እንቅስቃሴው ይገደባል። ሁለተኛም ለስርቆትም ተጋላጭ ሆኖ እናገኘዋለን ለስርቆት ተጋላጭ ሆኖ ስንል ምን ለማለት ፈልጌ ነው? ጨለማ ይሆናል ምንም አይነት ጨለማ ይሆናል። ምናልባት ሰዎች የሚዘርጓቸው ማብራቶች ደግሞ ሁሉንም ቦታ ላይሸፍኑ ይችላሉ ሁሉንም ቦታ ላይሸፍም ስለሚችሉ። ሌባዎች ወይንም በዚህ በስርቆት ዙሪያ የተሰማሩ ሰዎች ጨለማን ተገንመማ ማድረግ ወይንም ጨለማን በመጠቀም የማይታዩበት ቦታ ላይ ይደበቃሉ። የማይታዩበት ቦታ ላይ ከተደበቁ በኋላ ሰዎች ላይ አንደኛው ጉዳት ያደርሳሉ። ዝም ብሎ ሰው ንብረቱን እንደማይሰጣቸው ስለሚያውቁ ጉዳት ያደርሳሉ ጉዳት አድርሰውም በተመሳሳይ ምንድነው የሚፈጥሩት? ያለውን የያዘውንም ነገር ይዘው ወይንም ሰርቆ የሚሄዱበት ሁኔታ ይፈጠራል ማለት ነው። ስለዚህ በዚህ ምክንያት የጨረቃ ብርሃን በማይኖርበት ሰዓት ብዙ ሰዎች ሲጎዱ እናያለን ወይንም ብዙ ብዙዎች ንብረታቸውን ሲያጡ ጉዳት ሲደርስባቸው የምናይበት ሁኔታ ይፈጠራል ማለት ነው። ነገር ግን የጨረቃ ብርሃን በሚኖርበት ሰዓት ቀደም እያነሷቸው ስጋቶች አይኖርብንም። እንቅስቃሴያችን ከቀኑ በተጨማሪ ምሽት ላይ ማካሄድ እንችላለን ስራዎቻችን ለረጅም ሰዓት መስራት እንችላለን። የጨረቃ ብርሃን ስናይ ደግሞ ደስ የሚል የሚሰጠን ውስጣዊ ይርካታ ወይንም ደስ የሚል ውስጣዊ ስሜት አለ። ለዛም ጥሩ ነገር ነው ብዬ አስባለሁኝ ከዛም በተጨማሪ። ጨለማን ታገን በማድረግ ወይንም ጨለማን እንደ ሽፋን በመጠቀም የሚደረጉ ስርቆቶችንም በተመሳሳይ ምን ማድረግ እንችላለን? በጣም በትልቁ መቀነስ እንችላለን እስከማስወገድም እንደርሳለን። ለምን? ሰውን በግልጽ ማየት እንችላለን ሰውን በግልጽ ማየት ከቻልን ደግሞ ለስርቆት የመጋለጥ እድላችን በጣም ጠባብ ነው። ወይንም ስርቆትን በትልቁ መከላከል እንችላለን ማለት ነው። ስለዚህ በእነዚህና በመሰል ምክንያቶች የጨረቃ ብርሃንን በጣም በትልቁ ከሚወዱት ሰዎች መካከል ነኝ ብዬ መናገር እፈልጋለሁ አመሰግናለሁ

አመሰግናለሁ የህዝብ ማመላለሻ ትጠቀማለህ ወይ ነው እሚለው የመወያያ ርዕሳችን? የህዝብ ማመላልሻ ትጠቀማለህ አዎ በትልቁ ተጠቃሚ ነኝ። ለምን? አንድ ሰው የራሱ የሆነ ተሽከርካሪ እስከሌለው ድረስ የህዝብ ማመላለሻ መጠቀም ግዴታ ነው የሚሆነው። የህዝብ መመላለሻ በተለይ ለተለያዩ አላማዎች ሰዎች ሊጠቀሙ ይችላሉ። ለምሳሌ አሁን የኔን ልምድ ባነሳ ከቤቴ ወደ ስራ ቦታ ለመጓዝ የህዝብ ማመላለሻዎችን እጠቀማለሁ። ማለት ብዙ ህዝብ በአንድ ላይ ሆኖ የሚጓዝባቸው ታክሲዎች ሊሆኑ ይችላሉ ወይንም ትልልቅ ትልልቅ ባሶች ሊሆኑ ይችላሉ እነሱን እጠቀማለሁኝ። ከዛም በተጨማሪ ደግሞ። ከአንድ ከተማ ወደ አንድ ከተማ ለስራ ሊሆን ይችላል ቤተሰብ ለመጠየቅ ወይንም ለተለያዩ ለተለያዩ ሁነቶች በምጓዝበት ሰዓት እምጠቀመው ግዴታ የህዝብ ማመላለሻዎችን ነው የህዝብ ማመላለሻዎችን በትልቁ እጠቀማለሁኝ። በተለይ ከዚህ በፊት በጣም ጉዞዎችን አደርግ ነበረ በጣም ጉዞዎቹን በተለይ በሳምንት ሁለት ጊዜ ሶስት ጊዜ ከአንድ ከተማ ወደ ሌላ ከተማ በትምህርት በስራ። ምክንያት እጓዝ ነበር። በዚህ ምክንያት ለረጅም አመታት ለባለፉት ሶስት አራት አመታት የህዝብ ማመላለሻዎችን በጣም በተደጋጋሚ እጠቀም ነበረ። የህዝብ ማመላለሻዎችን ስጠቀምም ብዙ ያስተዋልኳቸው ነገሮች አሉ። ብዙ ከመመላለስ አይደለም ብዙ ነገር እሚገኘው ስለዚህ ብዙ ያገኘዋቸው ነገሮች አሉ ለምሳሌ። ሁሉም አይነት የህዝብ ማመለለሻዎች እኩል ጥራት አይኖራቸውም። እንደሚታወቁ አንዳንዶቹ ተሽከርካሪያቸውን በጽዳት የያዙ የህዝቡን ጤና በሚጠብቅ መልኩ ወንበሮቻቸው በስርዓት የተዘጋጁ የሰውን ምቾት የሚጠብቅ መልኩ ውስጣቸው ንጹህ የሆነ ውስጣቸው በጣም በንጽህና የተያዙ አይነት የህዝብ ማመላለሻዎችን ተመልክቻለሁ። ከዚህ በተቃራኒው ደግሞ ገንዘብ መሰብሰብን ብቻ አላማ አድርገው እሚሰሩ የህዝብ ማመላለሻዎችንም ታዝቤያለሁ። ያ ማለት ምንድነው? ስለ ሰው ምቾት ብዙ ግድ የሌላቸው። ምናልባት መኪናውን ተጸድቶ እማያውቅ መኪና ወይንም ተሽከርካሪ ወንበሮቻቸው ለሰው ምቹ ያልሆኑ ምናልባት የተቀዳደዱ ወንበሮች ሽታ ያላቸው ወንበሮች ቆሻሻ ወንበሮችን ያየሁበት አጋጣሚ አለ። ሁለተኛም የህዝብ ማመላለሻ ትራንስፖርት እሚሰሩ ሰዎች ምን ታዝቤያለሁ ሰውን ሲያንገላቱም ታዝቤያለሁ በዋናነት ሰውን ሲያንገላቱ ማለት ምንድነው? አንዳንዱ ሰው መውረድ እሚፈልግበት ቦታ ይኖራል። እነሱ ግን መውረድ እሚፈልጉበት ደግሞ የራሳቸው ቦታ ይኖራል። ከዛ አሳልፎ የማውረድ ከዛ ሳይደርስ የማውረድ እንደዚህ በሚሆንበት ሰዓት ደግሞ ሰው ሲጓዝ ልጆችን ይዞ ይጓዛል አንድ ላይ እቃ እቃ ይዞ ይጓዛል በእነዚህ በእነዚህ ምክንያቶች ምን ይፈጠራል ማለት ነው መጉላላት ይፈጠራል ማለት ነው ያ ሰው የዛ ሰው ላይ መጉላላት እየተፈጠረበት ያለበት ሁኔታ ታዝቤያለሁኝ። ሁለተኛም ደግሞ አንዳንድ የህዝብ ማመላለሻዎች የሚያስከፍሉት ክፍያ ከመደበኛው ክፍያ ከፍ ያለ ሆኖ አግኝቻለሁ። በተለይ በተለይ አንዳንድ በዓላቶችን ታሳቢ አድርገው በዓላቶችን ብቻ ሳይሆን ሰአቶችን ጠብቀው በጣም ምሽት ላይ ከሆነ በተለይ ሰው አማራጭ የማያገኝ ከሆነ ሌላ የህዝብ ማመላለሻ ማግኘት የማይችልበት አጋጣሚ እሚኖር ከሆነ በዋናነት ምንድነው እሚያደርጉት? ከሚጠበቀው በላይ ታሪፍ ማስከፈል ያ ማለት መደበኛ የተቀመጠላችው ማስከፈል ያለባችው ሂሳብ አለ። ሰው ግዴታ አማራጭ ስለሌለው ሌላ ተሽከርካሪ ስለሌለ ሌላ የህዝብ ማመላለሻ ተሽከርካሪ ከእኔ በኋላ ስለሌለ አማራጭ ስለሌለው ይጠቀማል በማለት ብቻ ምን ያደርጋሉ? ከሚጠበቀው በላይ ክፍያ ሲያስከፍሉ የታዘብኩበትም ሁኔታ አለ ማለት ነው። በእነዚህ በእነዚህ እነዚህ እነዚህ ነገሮች የህዝብ ማመላለሻዎችን ስጠቀም ታዝቤያለሁ በጣም ለረጅም ጊዜ ስጓዝ ስለነበር በዛው ልክ ደግሞ የሰውን ምቾት ጠብቀው ሰው እሚፈልግበት ቦታ ላይ አውርደው ሰው እሚፈልግበት ቦታ ላይ ጭነው። እቃዎችን በስርዓት በጥንቃቄ እቃውን በማይጎዳበት ሁኔታ አውርደው እቃውን በማይጎዳበት ሁኔታ ጭነው እሚያስተናግዱ። ለሰው የሚያስፈልገውን የሚያስፈልገውን ነገር የሚያሟሉ ከታሪፍ በላይ ሳይቀበሉ አንዳንድ ሰዎችንም ደግሞ በጣም ደካማ ሰዎችም ካሉ ከታሪፉም ቀንሰው ያላቸውን ብቻ ተቀብለው ወይንም ታሪፉንም ከመደበኛው ከተመደበላቸው ሂሳብ ባነሰ ሁኔታ የሚቀበሉ የህዝብ መመላለሻ ተሽከርካሪዎችን በምጠቀምበት ጊዜ አስተውያለሁ። ከህዝብ ማመላለሻ ትጠቀማለህ ጋር በተያያዘ ለማንሳት የፈለኳቸውን እጥሮች እነዚህ ናቸው። አመሰግናለሁ

አመሰግናለሁ። ስራህን ትወደዋለህ ወይ? የሚል ርዕሰ ጉዳይ ነው የዚህኛው መወያያ ነጥባችን ደግሞ ስራን ትወደዋለህ። በጣም የምወደው ስራ ነው። ስራዬን በጣም በሚገባ ነው የምወደው። ለምን እንደምወደው በጣም ብዙ ምክንያቶችን ማንሳት እችላለሁ። አንደኛው ስራየን እንድወደው ያደረገኝ ምንድነው? የምፈልገውን ስራም ነው እየሰራሁ ያለሁት። ወይንም ስመኘው የነበረውን ከልጅነት ጀምሬ ስፈልገው የነበረውን ስራ ነው እየሰራሁ ያለሁት። በዚህ ምክንያት ስራዬን እወደዋለሁ። ሌላኛው ደግሞ የስራ አካባቢ ላይ ያለው የስራ ከባቢ ምንድነው በጣም ጥሩ ነው። ወይንም ሰውን የሚሰብ አይነት የስራ አካባቢ ነው ያለው። ያ ማለት ምንድነው? ሰው በአግባቡ ስራውን የሚሰራበት ቦታ ላይ ነው ያለሁት። ያ ማለት ምን ለማለት ፈልጌ ነው? ሰው በሰአት ገብቶ ስራውን አከናውኖ ደንበኞችን በስርዓት አስተናግዶ ሰአቱን ደግሞ ጠብቆ ወጥቶ የሚኖርበት አካባቢ ወይንም የሚሰራበት ቦታ ላይ ነው ያለሁት በዋናነት። እንደዚህ በሚሆንበት ሰዓት ስራችን እንድንወደው በስራችን የተሻለ ነገር እንድናስብ ያደርገናል ማለት ነው። ስለዚህ ስራህን ትወደዋለህ? ለሚለው ነገር በጣም ነው የምወደው። ለምን? ቀደም ብዬ ያነሳኋቸው ምክንያቶች ስላሉ ማለት ነው። ከዚህም በተጨማሪ ስራ ቦታዬ ላይ ያሉት ሰዎች ሰውን በበጎ ነገር የሚያንፁ፣ ሰውን ወደተሻለ ነገር የሚገፋፉ፣ ሰው የተሻለ ነገር እንዲያገኝ የሚያደርጉ፣ ሰውን የሚመክሩ በጎ በጎ ነገር የሚመክሩ ሰዎች ስላሉ በአካባቢው ወይንም በስራ አካባቢ ውስጥ ስራዬን እወደዋለሁ። በእነዚህና በመሰል ምክንያቶች ማለት ነው። ስለዚህ በአነሳዋቸው ምክንያቶች ስራዬን እወደዋለሁ። እንደ አጠቃላይ ግን ሰው በዋናነት በአንድ ስራ ላይ ውጤታማ እንዲሆን የሚፈለግ ከሆነ ወይንም ስራ ስንሰራ ውጤታማ መሆን የምንፈልግ ከሆነ በመጀመሪያ ደረጃ መቅደም ያለበት በእኔ ግንዛቤ ስራውን መውደድ አለበት ብዬ ነው የማስበው አንድ ሰው። አንድ ሰው ስራውን በደንብ ከወደደውና ፈልጎት የሚሰራ ከሆነ ውጤታማ የማይሆንበት ምንም ምክንያት የለም ብዬ ነው የማስበው። ነገር ግን የሆነ የገንዘብ ችግር ኖሮብን፣ ኑሯችን ለመደጎም፣ ገንዘብ ለማግኘት ከሆነ አንድን ስራ የምንሰራው ያን ስራ እንወደዋለን ወይ? የሚለው ነገር ለኔ ጥያቄ ምልክት ውስጥ ነው የሚገባው። ለምን ያን ስራ የምንጠቀመው ወደነው ሳይሆን ገቢ ስለምናገኝበት ብቻ ነው የሚሆነው። ገቢ የምናገኝበት ስራ ደግሞ የተሻለ ገቢ በምናገኝበት ሰዓት ያን ስራ የማንፈልገው ወይንም ወደ ሌላ ስራ የምንሄድበት ሁኔታ ይኖራል። ስለዚህ ያን ስራ አንወደውም ማለት ነው። እኔ ባለፉት ዘጠኝ አስር አመታት ውስጥ አንድ ስራ ላይ ነው ያለሁት። ወይንም አሁን የምሰራውን አይነት ስራ ላይ ነው ያለሁት። ትልልቅ እድሎችን አግኝቼ ነበረ የተሻለ ክፍያ አሁን ላይ ከሚከፈለኝ በላይ ሊከፍሉኝ የሚችሉ የስራ እድሎችን አግኝቼ ነበረ። የተሻለ የትምህርት እድል የማግኝባቸው መስሪያ ቤቶችን አግኝቼ ነበረ። ግን ስራው እንደዚህ አይነት አይደለም። አሁን የምሰራውን አይነት ስራ አይደለም። አሁን የምሰራው አይነት ስራ በነጻነት ነው የምሰራው። በራሴ ውሳኔ የምሰራቸው ስራዎች አሉ። የማንም ጣልቃ ገብነት አይኖርብኝም። ሰራየን በነጻነት ነው የምከውነው እንደ አጠቃላይ በእነዚህ ምክንያቶች ስራዬን እወደዋለሁ። ስለዚህ እንደ አጠቃላይ ምንድነው ጥቆማ የምሰጠው አንድ ሰው የሚሰራውን ስራ መውደድ አለበት። ስራውን እንዲወደው ደግሞ ምን መሆን አለበት? የሚፈልገውን ስራ መስራት አለበት። በምንም በምንም ብሎ የሚፈልገውን አይነት ስራ ከሰራ ወይንም ሲመኘው የነበረውን አይነት ስራ የሚሰራ ከሆነ አንድ ሰው ስራውን ይወደዋል ማለት ነው። ወይም እዛ ስራ ላይ ቢገባና በየትኛውም ገንዘብ ቢቀጠር በጣም ባነስተኛ ክፍያ እንኳን ቢቀጠር ያ ሰው ምንድነው ማለት ነው? ትልቅ እርካታ ነው ያለው በውስጡ። ለምን ሲመኘው የነበረው ስራ ነው። ሲፈልገው የነበረው ስራ ነው። ስራውን ወዶ ነው የሚሰራው። ስራችን ደግሞ አንዳንድ ጊዜ ወደን የምንሰራው ከሆነ እራሱ ይከፍለናል ብዬ አስባለሁ። ስራችንን ወደን ውጤታማ በሆነ መንገድ ያንን ስራ የምንሰራ ያንን ስራ የምንከውን ከሆነ ምንድነው የሚፈጠረው ስራው ከሆነ ጊዜ በኋላ ስራው ራሱ ይከፍለናል። ስራው ወደፊት እድሎችን እያመቻቸልን ውጤታማነታችን ባስቀጠልን ቁጥር ወደፊት እድገቶችን እያመጣልን ባለንበት ደረጃ ሆኖ እኛን የሚመጥን የኛን የሰራ ጥረት የሰራ ትጋት የሚመጥኑ እድሎች ወደፊት በሰፊው የሚመጣበት ሁኔታ ይኖራል ማለት ነው። ስለዚህ ስራህን ትወደዋለህ? ለሚለው መነሻ ሀሳብ አዎ እወደዋለሁ። ለምን ቀደም ብዬ ባነሳኋቸው ምክንያቶች ማለት ነው። እንደ አጠቃላይ የምንወደውን የምንመኘውን ወይም የምንፈልገውን አይነት ስራ ብንሰራ ስራችንን እንወደዋለን ብዬ አስባለሁ። አመሰግናለሁ።

አመሰግናለሁ! "በአደባባይ መናገር ትችላለህ ወይ?" የሚል ነው የዚህኛው መነሻ ነጥባችን የሚሆነው በአደባባይ መናገር ትችላለህ አዎ በአደባባይ መናገር እችላለሁ ለምን የስራ ጸባይም ከዚሁ ጋር የተያያዘ ስለሆነ ማለት ነው ምናልባት ከዚህ በፊት በሌሎች ርዕሰ ጉዳዮች ለማንሳት ሞክሬያለሁ። የምሰራው በትምህርት ዘርፍ ዙሪያ ነው። ስለዚህ በትምህርት ዙሪያ የምሰራ ከሆነ ደግሞ ከብዙ ሰዎች ጋር ያገናኘኛል ወይንም ምናልባት በአንድ ክፍል ውስጥ ብዙ ተማሪዎች ጋር የመገናኘት እድል አለኝ እነዛ ተማሪዎች ጋር ደግሞ ጊዜ በማሳልፍበት ሰዓት ምንድነው የተለያየ አይነት ባህሪ ያላቸው ተማሪዎች ነው ያሉን በነገራችን ላይ። እነዛ ተማሪዎች በሚኖሩበት ሰዓት ምንድነው ብዙ ልምዶችን እናዳብራለን። ያ እምናዳብረው ልምድ ለምን ያግዘናል? በአደባባይ ለመናገር ያግዘናል ማለት ነው። ስለዚህ በተቻለ መጠን አደባባይ ላይ ሀሳቦቼን ለመግለጽ እሞክራለሁ። ሀሳቤ ሰው ይደግፈውም ይቃወመውም በራሱ መንገድ ሊረዳው ይችላል ግን ሀሳቤን ለመናገር እሞክራለሁ ወይንም ሀሳቤን እናገራለሁ ብዙ ጊዜ ያልገቡኝ ነገሮች ካሉ ለመጠየቅ እሞክራለሁ ደግሞም ጥሩ ነገሮች ካሉ ጥሩ ነገሮችን አበረታታለሁ መስተካከል ያለባቸው ነገሮች ሲኖሩ ደግሞ በግልጽ በአደባባይ በሰው ፊት ለመናገር ጥረት አደርጋለሁኝ እንዲሁም ደግሞ በአደባባይ ምን እምንከውናቸው ስራዎች አሉ ለምሳሌ በስብሰባዎችን መምራት፣ ስብሰባዎችን ማስተባበር ሊሆን ይችላል። በዚህ ጊዜ ምን አደርጋለሁኝ የምፈልገውን ነገር በግጽ በተገቢ ሁኔታ ለሰዎች በሚረዳ መልኩ መናገር እችላለሁ። ብዙ ስልጠናዎችንም ሰጥቻለሁም ተካፍያለሁም። ብዙ ስልጠናዎችም በምካፈልበት ሰዓት፣ ብዙ ስብሰባዎች ላይ በምካፈልበት ሰዓት ሀሳቤን በአደባባይ በግልጽ ለመናገር እሞክራለሁ ወይንም በግልጽ ለሰዎች ለማስረዳት እሞክራለሁ። ጥያቄ ካለኝም ጥያቄዬን አነሳለሁ። መሞገት፣ መከራከር ካለብኝም በዛ ጉዳይ ላይ የምሞግትበት ሁኔታ ይኖራል ማለት ነው። ለዚህ ቀደም ብዬ እንደተናገርኩት ትልቅ አስተዋጽኦ ያደረገልኝ የምሰራው ስራ ነው ብዬ መናገር እችላለሁ። የምሰራው ስራ ረጅሙን ሰዓት ከተማሪዎች ጋር ነው የማሳልፈው። ከተማሪዎች ጋር በማሳልፍበት ጊዜ ደግሞ ምናልባት በአንድ ክፍል ውስጥ አሁን ላይ ትንሽ የተማሪ ቁጥር ቀነስ አለ እንጂ እስከ ሰባ፣ ሰማንያ ድረስ ተማሪ ድረስ በአንድ ክፍል ውስጥ የማስተምርበት ሁኔታ ነበረ፤ ከጥቂት ጊዜያቶች በፊት ማለት ነው። በዚህ ጊዜ ሰባ ሰማንያ ሰው ማለት ቀላል አይደለም በቁጥር ደረጃ በጣም ብዙ ሰው ነው ስለዚህ ያን ሰው በትክክል ማስተዳደር አለብን ያ ማለት አንደኛው ለአንደኛው ሲማር እንቅፋት መሆን የለበትም። በመሃል ምንም አይነት መረባበሽ መኖር የለበትም። ሁሉም ሰው ክፍል ውስጥ እስከሆነ ድረስ ክፍል ውስጥ መደረግ እና ማከናወን ያለበትን ስራዎች ማከናወን አለበት እንደ አጠቃላይ። ስለዚህ እኛው ማሳለጥ አለብን በተለይ አስተማሪ ሲሆን አንድ ሰው ማለት ነው። ስለዚህ ያ ነገር ምን አስተምሮናል? በአደባባይ ብዙ ነገሮችን እንድንናገር፣ በአደባባይ ብዙ ነገሮችን እንድንከራከር፣ በአደባባይ ብዙ ሀሳቦችን እንድናነሳ አግዞናል ብዬ አስባለሁኝ። እንዲሁም ደግሞ ከዚህ በፊት ያሳለፍኳቸው ልምዶች አሉ። ያ ማለት በተማሪነት ህይወቴም በተለያዩ ክበባት እሳተፍ ነበረ። በተለያዩ ክበባት እሳተፍ ነበረ። ምናልባት ተማሪዎች ሰልፍ በሚያካሄዱበት ጊዜ የተለያዩ ነገሮችን ማቅረብ አለ። ግጥም ማቅረብ አለ የሰልፍ ስርዓቶችን ማስተባበር፣ ሰልፉን መምራት ሊሆን ይችላል የትምህርት ቤት ስርአቱን በጠበቀ ሁኔታ ሰልፉን መምራት ሊሆን ይችላል በተለይ በተለይ ሚኒሚዲያ የሚባሉ ክበቦች አሉ የሰውን ክህሎት በደንብ የሚያዳብሩ። እነዛ ደግሞ ምን ያደርጋሉ፤ አደባባይ ላይ የተለያዩ ነገሮችን ድራማ እንድንሰራ ግጥም እንድናቀርብ፣ መነባንብ እንድናቀርብ እንደዚህ እንደዚህ አይነት ነገሮችን እድሉን ይፈጥሩልናል። ይሄ በሚሆንበት ሰዓት ምን ያደርጋል ማለት ነው ሰው ልምድ እያገኘ ይመጣል በአደባባይ ላይ እንዴት መናገር እንዳለበት፣ እንዴት ሰውን ማስረዳት እንዳለበት ያለ ፍርሃት፣ ያለ ጭንቀት ሀሳቡን በምን መልኩ ለሰዎች እንዲገባ አድርጎ ለሰዎች ግልጽ አድርጎ መናገር አለበት የሚለውን ነገር በደንብ እድሉን ስለሚፈጥሩ እነዛ እነዛ ነገሮችም አግዘውኛል ብዬ አስባለሁ። እንደአጠቃላይ "በአደባባይ መናገር ትችላለህ ወይ?" የሚል ነው መነሻ የውይይታችን መነሻ ነጥብ። አዎ በአደባባይ መናገር እችላለሁ። ለምን የምሰራው ስራ ከዛ ጋር የተያያዘ ስለሆነ፣ ሁለተኛ በተማሪነት ህይወቴ ያሳለፍኳቸው ጊዜያቶች በአደባባይ መናገርን የሚያበረታቱ፣ በአደባባይ እንድናገር የሚያደርጉ፣ የራሴን እንትን የሚጨምሩ ስለሆኑ በእነዚህ በእነዚህ ምክንያቶች በአደባባይ እናገራለሁ። አመሰግናለሁ!

አመሰግናለሁ የምትወደው ስፖርት ምንድነው የሚል ነው የውይይታችን የምንሻ ሀሳብ የሚሆነው? የምወደው ስፖርት በዋናነት እኔ እገር ኳስን ነው የምወደው እገር ኳስ በጣም እወዳለሁኝ። ሁለቱንም ነው የምወደው በነገራችን ላይ ሁለቱንም ስል። መጫወትም እግር ኳስ እወዳለሁ ማየትም እወዳለሁኝ። መጫወት በተለይ በተለይ አሁን ላይ ቀንሻለሁ ነገር ግን ከዚህ በፊት በነበረኝ ህይወት በተማሪነት ህይወት እና ከዚህ በፊት በነበሩት አመታቶች። ቀን መድበን በሳምንት አንድ ቀን ሁለት ቀን ህፃን በምንሆንበት ሰዓት ከጓደኞቻችን ጋር ተሰባስበን ሜዳ ላይ ሄደን ኳስ የምንጫወትበት ሁኔታ ነበረ። አሁን አሁን ላይ የእሱ ነገር እየቀነሰ እየመጣ ነው ከግዜ ማጠር ምክንያት። የምወደው እሱን ነው። ሁለተኛ ማየቱንም እወዳለሁ እንደሚታወቀው በተለያዩ አለማት የሚካሄዱ ውድድሮች አሉ። ለምሳሌ ወደ አውሮፓ ሀገሮች ብንሄድ የሚካሄዱ ውድድሮች አሉ። በጣም ሰውን የሚስቡ አይነት ሰውን የሚስቡ አይነት ውድድሮች አሉ። እነሱን ውድድሮች እመለከታለሁ በተለይ በተለይ ቅዳሜና እሁድ። ከስራ ነፃ በመሆንባቸው ጊዜያቶች በተቻለ መጠን የእንግሊዝ ፕሪሚየር ሊግን ለማየት እሞክራለሁኝ የእንግሊዝ ፕሪሚየር ሊግ የሚባሉት እና አርሰናል እና ቼልሲ እና ሊቨርፑል የሚጫወቱበት ሊግ አለ። እነሱን ለማየት እሞክራለሁ። በተለይ በተለይ ደግሞ የአርሰናል ደጋፊ ነኝ በደጋፊነት ደረጃ። ስለዚህ ምንድነው የማደርገው? የአርሰናል ጨዋታ ካለ በሳምንቱ የእረፍት ቀናቶች ቅዳሜና እሁድ። ብዙ ጊዜ አያልፈኝም ብዙ ጊዜ አያልፈኝም። ቀደም ብዬ ከሃያ ከሰላሳ ደቂቃ በፊት ሄጄ በጋራ ነው ማየት የምፈልገው ብቻዬን ቤት ውስጥ ሳይሆን። በጋራ ሰው ሰብሰብ ብሎ አንድ ላይ የሚታይባቸው ኳስ የሚያሳዩ ቤቶች አሉ። እነዛ ቤቶች ውስጥ ቀድሜ ሄጄ ቦታ ይዤ የምፈልገውን ኳስ እስከምፈልገው ደቂቃ ድረስ አይቼ የምመለስበት ሁኔታ ነው ያለው። እንዲሁም ደግሞ ትልልቅ ጨዋታዎች ካሉ ከምደግፈው ክለብ ውጪም ትልልቅ ጨዋታዎችም ካሉ በተመሳሳይ ምን አደርጋለሁ? እነዛን ጨዋታዎች ለመመልከት እሞክራለሁኝ። ለምን እግር ኳስ በጣም ነው የሚያዝናናኝ? በጣም ነው ከሚያዝናኑኝ ስፖርቶች መካከል ሌሎች ስፖርቶች ላያዝናኑ ይችላሉ እግር ኳስ ግን በጣም ነው የሚያዝናናኝ። መጫወቱም በትልቁ ነው የሚያዝናናኝ። ማየቱን በተመሳሳይ ማየቱን በተለይ የምደግፈውን ቡድን ማየቱን በጣም በትልቁ ነው የሚያዝናናኝ። ወይንም በጥሩ ሁኔታ ነው የምወደው ማለት ነው። ስለዚህ እንደ አጠቃላይ የምወደው የስፖርት አይነት እግር ኳስ ነው። እግር ኳስ መጫወትም ማየትም እወዳለሁ። በነገራችን ላይ በተማሪነት ህይወቴ በተለያዩ ማሰልጠኛዎች እሳተፍ ነበረ እግር ኳስን የሚያሰለጥኑ የተለያዩ ሰዎች ነበሩ በአካባቢህ እነዛ ሰዎች ጋር ባለኝ ጊዜ። ከትምህርት ሰዓት ውጪ ባለው ጊዜ እሳተፍ ነበረ። ተሳትፌም እስከ ዋንጫ መድረስ ድረስ እስከ ዋንጫ መብላት ድረስ የደረስንበት አጋጣሚ አለ። እንዲሁም ደግሞ በትምህርት ቤት ደረጃም እንዲሁ እንጫወት ነበረ ክፍል ከክፍል ትምህርት ቤት ከትምህርት ቤት። እንደዚህ እንደዚህ እንጫወት ነበረ በእነዚህ ጨዋታዎች ላይም በትልቁ እሳተፍ ነበረ። እና እንደውም እንደውም ወደ ዩኒቨርሲቲ ከመግባታችን በፊት አስራ ሁለተኛ ክፍል ሳለን ክፍል ከክፍል እንጫወት ነበረ በዛም ምክንያት ኳስ ተጫውተን በአጋጣሚ የተሻለ ቡድን ነበረ የኛ ክፍል ላይ ያለው ቡድን በዛ ምክንያት ዋንጫ በልተን ሽልማት አግኝተን በዛ ሽልማትም ብዙ ነገሮችን ደስ የሚሉ እስካሁን ድረስ በህይወቴ የማረሳቸውን አይነት ሁነቶች ያሳለፍንበት። ነገር ነበረ ማለት ነው። ስለዚህ በትልቁ እምወደው ስፖርት በዋናነት ሌሎች ስፖርቶችን ብወድም እግር ኳስን ስፖርት በትልቁ ነው የምወደው መጫወትም ማየትም እወዳለሁ። ከዛ በተጨማሪ ደግሞ ቤት ውስጥ ቀለል ያሉ እንቅስቃሴዎችን አደርጋለሁ። ፑሻፕ ሴትአፕ እሚባሉ ስፖርቶችን ሰውነታችን የሚያነቃቁ ሰውነታችን የሚያነቃቁ ስፖርቶችን። ጠዋት ጠዋት ለመስራት እሞክራለሁ ወይንም ጠዋት ጠዋት ለመተግበር እሞክራለሁ። ለምን? አቋማችን እንዲስተካከል ጤናችን እንዲጠበቅ በተወሰነ ደረጃ ለረጅም ሰዓት ባይሆንም በተጠና ሁኔታ ባይሆንም በጣም ለአጭር ደቂቃዎች ያክል ጠዋት ጠዋት ከእንቅልፌ እንደተነሳሁ የተወሰነ ደቂቃ መድቤ እነዚህን የሚያነቃቁ ስፖርቶችን ለመስራት እምሞክርበት ሁኔታ ነው ያለው። በዋናነት የምትወደው ስፖርት ምንድነው? ለሚለው ሀሳብ የምወደው ስፖርት እግር ኳስ ነው እግር ኳስም መጫወትም እግር ኳስ ማየትም በጣም በትልቁ ከሚያዝናናቸው ሰዎች መካከል ነኝ ማለት ነው። አመሰግናለሁ

አመሰግናለሁ ስትታመም ከስራ ትቆያለህ የሚል ነው መነሻ ሀሳቡ ለዚኛው ጊዜ። ስታመም በጣም የተጋነነ ህመም ካልሆነ በስተቀር ከስራዬ መቅረት አልፈልግም። ምንድነው? የማደርገው ስራ ስራ ቦታዬ ላይ ነው ለመቆየት የምሞከረው። በጣም የተጋነነ ህመም ስራ መስራት የማያስችል ህመም ካጋጠመኝ ብቻና ብቻ ነው ምንም ማደርገው። ከስራ ቦታዬ የምወጣው ወይንም ስራዬን የማቆመው ለተወሰነ ጊዜ እንጂ። በጣም ቀለል ያሉ ህመሞች ላይክ ልክ እንደ የተለመዱት እንደ ጉንፋን አይነት በቀላሉ በቀላሉ ልንከላከላቸው የምንችላቸው አይነት ህመሞች ከሆኑ ስራ ቦታዬ ላይ ነው የምቆየው። ስራ ቦታዬ ላይ ሆኜ ስራዬን እየሰራሁ ህመሜን ለማስታም ነው የምሞከረው እንጂ። ቀለል ባለ በሽታ ምክንያት ስራ ቦታዬ ላይ መቅረት አልፈልግም ወይም ከስራ ቦታዬ ላይ መዘግየት አልፈልግም። እንደ አጠቃላይ። ስለዚህ ምንድነው? የማደርገው በዋናነት። በጣም እረፍት የሚፈልግ እረፍት የሚፈልግ ያ ማለት ከበድ ያለ ህመም ሆኖ ስራ ለመስራት የሚያስቸግር ግዴታ እረፍት የሚያስፈልግ ህመም ከሆነ። ወደ ህክምና ቦታ ወደ ጤና ጣቢያዎች ወደ ሆስፒታሎች ሄጄ እታያለሁኝ። ምንድነው? ምክንያቱ እንደዚህ እንደዚህ ነገሮችን አረጋግጣለሁ። መድሃኒት መውሰድ ካለብኝ መድሃኒት እወስዳለሁ በመርፌ መስተካከል የሚችል ነገር ካለም መርፌ እወስዳለሁ እነሱን ከከወንኩ በኋላ። ምንድነው? የማደርገው አጠቃላይ ነገሬ የተሰጠኝ መድሃኒት ቶሎ በአግባቡ ወስድና ወደ ስራዬ ቶሎ ለመመለስ ለመመለስ ነው ጥረት የማደርገው እንጂ። ያን ምክንያት አድርጌ ከስራዬ መቅረት ለስራ ከረጅም ጊዜ መቆየት አልፈልግም። ወደ ስራዬ ተመልሼ ስራዬን በስርዓት ነው መስራት የምፈልገው። ለምን? ይሄ ብዙ ጊዜ ሰው ፈልጎ ከስራ የሚቀረው ብዬ የማስበው ስራውን ካልወደድነው ነው። ስራውን ካልወደድነው ስራውን ለገንዘብ ለማግኘት ብቻ ከሆነ የምንፈልገው ምክንያት እየፈጠርን ነው የምንቀረው። በነገራችን ላይ ህመሟ ቀላልም ትሁን አሞኛል በሚል ስብብ ከስራም የሚቀሩ ሰዎችን ብዙ ጊዜ ታዝበናል እኛ። በጣም መስራት እየቻሉ በጣም መንቀሳቀስ እየቻሉ ነገር ግን ምክንያት ፈጥረው የሚቀሩ ሰዎችን እናገኛለን። ነገር ግን ደግሞ በተቃራኒው ደግሞ ህመም እየተሰማቸውም ህመሙ ለክፋ አይሰጥም። ህመሙ በቀላሉ መስተካከል የሚችል ነው ብለው ደንበኛን ላለማስቀየም የሚመጣውን ሰው ላለማስቀየም ብለው ስራቸውን የሚሰሩበት ሁኔታ ነው ያለው ማለት ነው። በዚህ በኩል አንዳንድ ሰዎች ላይ የምታዘበው ባህሪ አለ። ያ ባህሪ ምንድነው? ምክንያት ፈልጎ ከስራ የመቅረት። በተለይ ህመም ሲፈጠር ህመሟን ታሳቢ አድርገው ወደ ጤና ጣቢያ ወይንም ወደ ህክምና ቦታ ይሄዳሉ ከዛ በኋላ እንደ ምንም አድርገው የተወሰኑ የእረፍት ቀናትን ያጽፋሉ የእረፍት ቀናትን ያጽፋሉ። ያ ሀኪም ደግሞ በተለያየ ምክንያት ያንን ቀን ሊጽፍላችሁ ይችላል። ያችን ምክንያት ይይዙና ሰበብ ፈጥረው ከስራዬ መቅረት ነገር ይኖራል። ያ ደግሞ ጥሩ ልምድ ነው ብዬ አላስብም። በእኔ አረዳድ ለምን? አንድ ሰው በጣም የሚያስተኛ በሽታ ከሆነ ግዴታ እኮ ከስራ አይደለም ከብዙ ነገርም የምንታገድበት ወይንም የምንቆይበት ጊዜ አለ። ነገር ግን። መስራት የምንችልበት አይነት ሆነን በመድሃኒት እያከምን ወይንም በተለያየ መንገድ ማስተካከል የምንችለው በሽታ ከሆነ እየሰራን ብን በሽታውን ብንቆጣጠሩ የተሻለ ነው የሚሆነው። በነገራችን ላይ አንዳንድ ህመሞች ከሰው ጋር ስንንቀሳቀስ ከሰው ጋር ጊዜ ስናሳልፍ የምንረሳቸው ህመሞች አሉ። ስለዚህ እንደው እረፍት ብቻ በመፈለግ ብቻ ሳይሆን ከሰው ጋር ባወራን ቁጥር ሰዎችን ባገኘን ቁጥር ሰዎችን ባስተናገድን ቁጥር የሰዎችን ደስታ ባየን ቁጥር ሰዎች ሲደሰቱ ባየን ቁጥር እኛም ውስጣችን ደስታ እየተፈጠረ ደስታ እየጫረ ውስጣችን ላይ ስለሚሄድ ምን ማድረግ እንችላለን ማለት ነው። በሽታውን እየረሳን ከበሽታው የምንፈውስበት ሁኔታ ይኖራል ማለት ነው። ስለዚህ በተቻለ መጠን እንደው በትንሹም በትልቁም ሰበብ እየፈጠርን ከስራ መቅረት ወይንም ስራ መተው አስፈላጊ ነው ብዬ አላስብም። ግን ደግሞ በጣም አልጋ ላይ ማስተኛት የሚያስተኛ እረፍት የሚፈልግ ስራ መስራት የማንችልበት ደረጃ ከሆነ ደግሞ ያደግሞ አማራጭ አይኖርም ግዴታ ከስራ ቀርተን ህመማችን ለተወሰነ ቀን አስታመን የምንመለስበት ሁኔታ ሁኔታ ይኖራል ማለት ነው። ስለዚህ ከዚህ የርዕሰ ጉዳይ ጋር በተያያዘ ማንሳት የፈለኳቸው ነጥቦች እነዚህ ናቸው። አመሰግናለሁ

አመሰግናለሁ የሞባይል ዳታ ትጠቀማለህ ወይ የሚል ነው? የዚህኛው ጊዜ መነሻ ሀሳባችን አዎ የሞባይል ዳታ በጣም ተጠቃሚ ከሚባሉ ሰዎች ውስጥ አንደኛው ነኝ። ለምን ቤቴ ውስጥ የዋይፋይ አገልግሎት ስለሌለ ግዴታ ኢንተርኔት መጠቀም የምፈልግ ከሆነ የሞባይል ዳታን ነው የምጠቀመው። የሞባይል ዳታ ደግሞ ስትጠቀም ነው የምጠቀመው እንደየሁኔታዎች ማለት ምንድነው? ብዙ ጊዜ ወርሃዊ የጥቅል ዳታዎች አሉ እነሱን ነው የምጠቀመው። እነሱን ጥቅሎች አንዴ እገዛለሁ ከዛ በኋላ ያንን ወር በሙሉ ዳታዎችን እጠቀማለሁ ማለት ነው። ላይ ብዙ ብዙ አማራጮች እየመጡ ነው እነዚህ የሞባይል ዳታዎች በብዙ አማራጮች የመጡ ነው። በቀን ውስጥ የምንፈልግ ከሆነ በአንድ ቀን የምንፈልገውን ያክል ክፍያ ከፍለን መጠቀም እንችላለን። በሳምንታት ውስጥ የምንፈልግ ከሆነ የሳምንት የወራት የአመታት የሚባል ዳታ ጥቅሎች እየመጡ ነው። ነገር ግን በዋጋ ደረጃ በጣም የጨመሩ ነው በጣም ዋጋቸው ከሚጠበቀው በላይ የተጋነነ ዋጋ እያመጡ ነው። ያ ማለት በፊት በቀላል ገንዘብ ስንጠቀምባቸው የነበረው የሞባይል ለሞባይል ዳታ የምናወጣው ክፍያ አሁን ላይ የተጋነነ ክፍያ እየከፈልን ነው። የምንገዛውም አገልግሎት በተለይ እኔ እንደምኖርበት አካባቢ ዳታ አገልግሎቱ ፈጣን አይደለም ፈጣን አይደለም ስንል ዋጋውም የተጋነነ ነው። ዋጋውም የተጋነነ ከመሆኑ በተጨማሪ ደግሞ ጥራቱም በአስተማማኝ ሁኔታ የምንጠቀም የምንጠቀምበት አይደለም። በጣም የመቆራረጥ ነገር አለ። ውጤታማ በሆነ መንገድ ውጤታማ በሆነ መንገድ ስራዎቻችንን እንድንከውን ሳያደርገን ዳታዎቻችንን በአጭር ጊዜ የሚያልቁበት ሁኔታ አለ ማለት ነው። ስለዚህ የሞባይል ዳታ ትጠቀማለህ የሚለው ነገር አዎ በትልቁ እጠቀማለሁ። ለምን ለምን አገልግሎቶች እጠቀማለሁ። አንደኛ ከስራ ከስራዬ ጋር በተያያዘ መረጃዎችን ለመሰብሰብ ወይንም መረጃዎችን ለማግኘት በዋናነት የሞባይል ዳታ ተጠቅሜ ኢንተርኔት የተለያዩ የመረጃ ምንጮችን ተጠቅሜ መረጃዎችን እሰበስባለሁ አንደኛው እሱ ነው። ሁለተኛው ደግሞ የተለያዩ ዜናዎችን ከተለያዩ ማህበራዊ መገናኛ ዘዴዎች አገኛለሁ። ልክ እንደ ፌስቡክ ቴሌግራም ቲተር አይነት ድረ ገጾች አሉ ወይንም የተለያዩ አይነት መተግበሪያዎች አሉ እነሱ መተግበሪያዎች ለመጠቀም ግዴ ምን ያስፈልገኛል? ኢንተርኔት ያስፈልገኛል ኢንተርኔት ካስፈለገኝ ደግሞ ቤቴ ውስጥ ዋይፋይ የዋይፋይ አገልግሎት ስለሌለኝ ምንድነው የማደርገው? ዳታ ነው የምጠቀመው ማለት ነው። ዳታ ነው የምጠቀመው የተለያየ አቅም ወይም የተለያየ ደረጃ ያላቸውን ዳታዎችን ነው የምጠቀመው በዋናነት። ስለዚህ የሞባይል ዳታ በጣም ተጠቃሚ ከሚባሉት ሰዎች ውስጥ አንደኛው ነኝ። የሞባይል ዳታ ቀደም ሲል አልኳችሁ ለተለያዩ አላማዎች እጠቀምበታለሁ ከዛም በተጨማሪ ልጆቼን ለልጆቼ መዝናኛም ይሁን ለልጆቼ ማስተማሪያም እንዲሆን የሚሆኑ መረጃዎችን የማገኘው ከተለያዩ ድህረ ገጾች ነው። ከተለያዩ አውታረ መረቦች ነው የማገኘው። ስለዚህ እነዚህን እነዚህን ደረ ገጾች ወይንም እነዚህን የተለያዩ ማህበራዊ መገናኛ ዘዴዎችን ለመጠቀም ግዴታ ዳታ መግዛት ይጠበቅብኛል ወይም ዳታ እጠቀማለሁ ማለት ነው። በተለይ በተለይ ነፃ በምሆንበት ሰዓት ማለትም ከስራ ውጪ በምሆንበት ሰዓት በተለይ ቤቴ በምሆንበት ሰዓት ምንድነው የማደርገው? የተለያየ መጠን ያላቸውን ዳታዎች ከተለያዩ አቅራቢዎች እገዛለሁ። ከተለያዩ አቅራቢዎች ከገዛሁ በኋላ ከስራዬ ጋር የተገናኙ መረጃዎችን እሰበስብበታለሁ። ከዚህ በፊት ከማውቃቸው መገናኛ ዘዴዎች ወይንም ድረ ገጾች ተጠቅሜ ከዚህም በተጨማሪ ደግሞ እንደ መዝናኛ መንገዶችም እጠቀምባችኋለው። አሁን ላይ እንደሚታወቀው የመዝናኛ አማራጮች ሰፊ ናቸው። እነዛን የመዝናኛ አማራጮች ለማግኘት ወዴት እመጣለሁ ማለት ነው? ዳታዎችን ተጠቅሜ እነዛ ማህበራዊ ድህረ ገጾች አፈላለጌ በነዛ ማህበራዊ ድረ ገጾች አማካኝነት አንደኛ ዜናዎቼን ትምህርት ነክ ነገሮችን ማግኘት እችላለሁ። ሲቀጥል ደግሞ ለመዝናኛ የሚሆኑ አማራጮችንም በዛው ልክ ማግኘት የምችልበት ሁኔታ ይኖራል ማለት ነው። ስለዚህ ከሞባይል ዳታ ትጠቀማለህ ከሚለው ጉዳይ ጋር በተያያዘ አዎ በደንብ እጠቀማለሁ በሰፊው ተጠቃሚ ከሚባሉት ማህበረሰቦች ውስጥ ነኝ ማለት ነው። አመሰግናለሁ

አመሰግናለሁ ውሳኔ መስጠት ትችላለህ ወይ? የሚል ነው መነሻ ሀሳባችን ዉሳነ መስጠት አዎ ውሳኔ መስጠት እችላለሁ። በብዙ ጉዳዮች ላይም ውሳኔ እሰጣለሁ። ለምን ህይወት ራሱ የውሳኔ ጉዳይ ናት እያንዳንዱ እንቅስቃሴያችን ካልወሰንን መቀጠል አንችልም። ቀጣዩ ደረጃ መሄድ አንችልም ለምሳሌ አንድ ስራ ሁለት የስራ እድሎች አግኝተን አንዱን መምረጥ ግዴታ ሊሆንብን ይችላል ስለዚህ መወሰን አለብን ስለዚህ ውሳኔ መስጠት ይኖርብናል ማለት ነው በራሳችን ጉዳይ ይሄኛው ስራ ከዚህ ስራ በዚህ በዚህ አኳያ የተሻለ ነው ይሄን ስራ ብመርጥ ይሄን ይሄን አገኛለሁ የኛውን ስምርት ደግሞ የኛውን ነገር አገኛለሁ እነዚህን ነገሮች በማመዛዘን ምን እንሰጣለን ማለት ነው ውሳኔ እንሰጣለን ማለት ነው። ስለዚህ በእንደዚህ አይነት ጉዳዮች ውሳኔ መስጠት እችላለሁ። በተመሳሳይ በቤተሰብ ጉዳይ በቤተሰብ ጉዳይም ተምሳሳይነት ውሳኔዎችን መስጠት እችላለሁ። ለምሳሌ አንድ ሰው እድሜው ሲደርስ ማግባት አለበት ማግባት አለበት ስለዚህ ከእኔ በታች ያሉ ወንድሞችም እህቶችም ከእኔ በላይ ያሉ ወንድሞች እህቶችም ሲኖሩ ሀሳብ እሰጣለሁ ውሳኔም አስተላልፋለሁ። በዚህ ጊዜ እንደዚህ እንደዚህ አይነት ነገር እድሜ ደርሷል ስለዚህ ማግባት አለብህ ብዬ ውሳኔ እሰጣለሁ ማለት ነው። በተመሳሳይ ወደ ስራ ቦታም ስመጣ ውሳኔም የሚያስፈልጉ ጉዳዮች አሉ። ለምሳሌ ከዚህ በፊት ያልተለመዱ አዳዲስ ነገሮች ስራ ቦታ ላይ ልያጋጥሙ ይችላሉ በዚህ ጊዜ አንዳንድ ጊዜ ምንድነው ሀላፊነት ወስዶ ሀላፊነት ወስጄ ውሳኔዎችን አስተላልፋለሁ ወይንም ውሳኔዎችን እሰጣለሁ። ውሳኔ ስሰጥ ግን ምንድነው አንደኛ ነገሮችን አያለሁ ነገሮችን ግራ ቀኝ አያለሁ ግራ ቀኝ አያለሁ ስል ምንድነው? የነገሮችን መጥፎ ጎንም ጥሩ ጎንም ለማየት እሞክራለሁ ህጎችስ ምን ይላሉ ህጉ ምን ይላሉ በዛ ጉዳይ ላይ ህጉ ምን ምን ነው የሚለው ህጉ የሚለውን ነገርም ለማየት እሞክራለሁ ስለዚህ ህጉ ነው ያለው የመጡትን ጉዳዮች እገነዘባለሁ ሁለቱን አንድ ሚዛን ላይ አስቀምጣቸዋለሁ ማለት ነው። ከዛ ምንድነው የማደርገው ህጉን በማይጣስበት ሁኔታ የሰውየውም ሀሳብ ያቀረበው ነገር ትክክለኛ ከሆነ ውሳኔ እሰጥበታለሁ ማለት ነው። ውሳኔው ጥሩም ሊሆን ይችላል መጥፎም ሊሆን ይችላል። ምናልባት ከስራ ጉዳይ ጋር በተያያዘ አንድ ሰው አንድ ተማሪ ምናልባት ትምህርት ሴክተር ትምህርት ዘርፍ ላይ ስለምሰራ አንድ ሰው ምናልባት ክፍሉን በትክክል ወይንም መማር ማስተማሩን በትክክል የማይከታተል ከሆነ ፈተና ላይ አላስቀምጠውም። ፍትና ላይ የማላስቀምጠው አንደኛ የተቀመጠው ህጉ ላይ የተቀመጠ አንድ ሰው ፈተና ላይ ለመቀመጥ ይሄ ነገር መሟላት አለበት ተብሎ የተቀመጡ ህጎች አሉ ስለዚህ ምን አደርጋለሁ በእነዚህ በእነዚህ አኳያ ያሰው ፈተና ላይ እንዳይቀመጥ ውሳኔ እሰጥበታለሁ ማለት ነው። ሲቀጥልም ውጤት ላይም በተመሳሳይ አንድ ሰው ውጤት ክፍሉን በትክክል ተከታትሎ ውጤት ላይሰራ ይችላል። ስለዚህ ውጤቱ ላይ መወሰን አለብን ውጤቱ ላይ ስንወስን ምንድነው ያ ሰው ማለፍ ከሌለበት ያንን ደረጃ አላሳልፈውም ይሄም አንድ ውሳኔ ነው። ያ ሰው ደግሞ የተሻለ ውጤት አምጥቶ ማለፍ ካለበት ወደ ወደ ቀጣዩ ደረጃ እሱንም በደንብ ደስ እያለኝ የተሻለ ውጤት ሰጥቼ አሳልፈዋለሁ ማለት ነው። በዛ ላይ ስለዚህ በእያንዳንዱ እንቅስቃሴያችን ውሳኔ መስጠት አለብን ውሳኔ መስጠት አለብን። ውሳኔ ስንሰጥ ግን ብዙ ነገሮችን ታሳቢ ማድረግ አለብን። አንደኛ በውሳኔያችን ሰዎች መጎዳት የለባቸውም ምናልባት ትክክለኛ ውሳኔም ሊሆንም ላይሆንም ይችላል ስለዚህ ሰዎች መጎዳት የለባቸዉም በተቻለ መጠን ሰዎች ላይ ጉዳት የማያደርስ ውሳኔ ነው ለመስጠት የምንሞክረው። ይሄን ብቻ ሳይሆን ውሳኔ በምንሰጥበት ሰዓት ህጎችን ታሳቢ ማድረግ አለብን ያ ማለት ተጠያቂ የሚያደርገን ውሳኔ መስጠት የለብንም። ህጉ ከሚለው በተቃራኒው ውሳኔ የምንሰጥ ከሆነ ነገ ጠዋት ያ ሰው ቀሬታ ቢያቀርብ ህጉን ጠቅሶ ቅረታ ቢያቀርብ ተጠያቂ ነው የምንሆነው ለምን ህጉ የሚለው ሌላ ነው እኛ የወሰንነው ውሳኔ ሌላ ነው ማለት ነው ስለዚህ ህግን ታሳቢ ያደረገ የሰዎችን ሁኔታ የሰዎችን ሁኔታም ታሳቢ ያደረገ ህጉንም በትክክል በማይሸራረፍ መልኩ ሁለቱንም አመጣጥኖ ሁለቱንም አመዛዝነን ለሰዎች ውሳኔ መስጠት ይኖርብናል። ውሳኔ ስንሰጥ ደግሞ ለውሳኔያችን ሀላፊነት መውሰድ አለብን ማንም ሰው አስገድዶ መሆን የለበትም ውሳኔ የምንሰጠው። ስለዚህ ውሳኔ ስንሰጥ ከውስጣችን መምጣት አለበት ከውስጣችን ለመጣው ዉሳነ ደግሞ ሀላፊነት ወስደን ለሚመጣው ጥሩም ነገር መጥፎው ነገር ሀላፊነት ወስደን ውሳኔ መስጠት አለብን ማለት ነው። ይሄን ነው ለማለት የምፈልገው አመሰግናለሁ።

አመሰግናለሁ። ስንት ብርድ ልብስ ትጠቀማለህ የሚል ነው? የመወያያ ነጥባችን የዚኛው ጊዜ በዋናነት ብዙ ጊዜ ሁለት ብርድ ልብሶችን ነው የምትጠቀመው። እኔ ሁለት ብርድ ልብሶችን የምጠቀመው በተለይ በብርዳማ ወቅቶች ላይ በጣም ትልልቅ የሆኑ ሁለት ብር ለልብሶችን እጠቀማለሁ። አንጻራዊ ሙቀት ባለበት ሰዓት ደግሞ ብርድ ልብስም በቂ ሊሆን ይችላል ማለት ነው። ነገር ግን ምኖርበት አካባቢ ቀዝቀዝ ያለ አካባቢ ነው። በተለይ በተለይ ደግሞ ስተኛ እኔ ምንድነው የምፈልገው ሙቀት እፈልጋለሁ። ሙቀት ከሌለ መተኛት የምቸገርበት ሁኔታ ይኖራል ወይንም ማልተኛበት ሁኔታ ነው ያለው ሙቀት ከሌለ ካልሞቀኝ እንቅልፍ አይመጣም አይመጣም ብዙ ጊዜ ስለዚህ ምንድነው የማደርገው? ብርድ ልብሶችን እደራርባለሁ ሙቀት እንዲፈጥሩልኝ አድርጌ ብርድ ልብሶችን እጠቀማለሁ። ስለዚህ ሙቀት የሚፈጥሩልኝ ቢያንስ ቢያንስ በቀዝቃዛ ጊዜ ወይንም በመደበኛው ጊዜ እስከ ሁለት ብርድ ልብሶችን እጠቀማለሁ። በጣም ሞቃት በሚሆንባቸው ወቅቶች ደግሞ አንድ ብርድ ልብስ እጠቀማለው ማለት ነው። ለዚህ ምክንያቴ የምንደነው ብርድ እምችል ሰው አይነት አይደለሁም። ብርድ የሚችል ሰው አይነት አይደለሁም። በተለይ በተለይ ሌሊት ላይ ብርድ ብዙ አልችልም ወይንም ብዙ አስቸጋሪ ነው። ለኔ ብርድ በዚህ ምክንያት ምንድነው የሚፈጠረው? በተቻለ መጠን ምንድነው የማደርገው? ቀዝቃዛ ነገሮችን ለመራቅ ወይንም ቅዝቃዜውን ለማስወገድ ቤቴን ሞቅ ለማድረግ እሞክራለሁ። በተቻለ መጠን ሞቅ ለማድረግ ከመሞከር በተጨማሪ የተለያዩ አማራጮችን ተጠቅሜ ራሴን በተለያዩ ብርድ ልብሶች ለመሸፈን እሞክራለሁ ሙቃቱን ቅዝቃዜውን ለመቋቋም ማለት ነው። ከዛ ውጪ ግን እጄ ነው የሚተሳሰረው ወይንም ሰውነቴ በጣም ብርድ ከማይችሉት እና በጣም በቀላሉ በብርድ ምክንያት እንደሚከሰቱ ሆኖዎች ተጋላጭ ከሆኑ አይነት ሰው ውስጥ ነኝ። ስለዚህ በዋናነት ምጠቀመው ብርድ ልብስ ምጠቀመው ብርድ ልብስ በቁጥር ደረጃ በመደበኛነት አንድ እጠቀማለሁ። ብዙ ጊዜ ግን ብዙ ጊዜ ግን ሙቀት በጣም ስለምፈልግ እንቅልፌንም ለማምጣት ሙቀት በጣም በትልቁ ከሚወዱት ሰዎች መካከል ስለሆንኩኝ ብዙ ጊዜ ሁለት ብርድ ልብሶችን አንድ ላይ አድርጌ ነው ለመጠቀም የምሞክረው። ምጠቀማቸው ብርድ ልብሶችን በዋናነት በጣም ወፈር ወፈር ያሉ ብርድ ልብሶች ናቸው። በጣም ስስ የሚባሉ ቀለል ያሉ ብርድ ልብሶችም አይደሉም በጣም ወፍራም እና ምናልባት ሌላ ሰው አንዱን ብር ልብስ ቢጠቀም ሊሞቀው የሚችለው አይነት ብርድ ልብሶችን እኔ ሰፋ አድርጌ ወይንም የሚሆኑ ብርድ ልብሶችን ደራርቤ እጠቀማለሁ። እንደዛ ሳደርግ በነገራችን ላይ እንቅልፌም በአጭር ደቂቃ ውስጥ ነው የሚመጣው ወይም በአጭር ጊዜ ውስጥ ነው የሚመጣው። በአጭር ጊዜ ስል ምንድነው ረጅም ጊዜ አይወስድብኝም ለመተኛት። ነገር ግን ቅዝቃዜ ውስጥ ከሆንኩኝ በጣም ከበረደኝ እንቅልፍ ሁሉ ላይወስደኝ ይችላል እና ብዙ ጊዜ እቸገራለሁኝ። ብዙ ጊዜ የተለያዩ ቦታዎች ላይ በስራ ጉዳይ ይሁን በተለያዩ ጉዳዮች ከቦታ ቦታ ስንቀሳቀስ እንደ ቤቴ የምፈልገውን ሙቀት ማግኘት አልችልም ወይንም ደግሞ እቤቴ ውስጥ ምደራርባቸውን አይነት ብርድ ልብሶች ያክል መጠን አላገኘም። እና ምንድነው ብዙ ጊዜ እቸገራልው። ብዙ ብር ልብሶችን አንድ ላይ መደራ መደራረብ አልችልም እንቅልፍም በጣም ነው የምቸገረው። ለምን ቤቴ ውስጥ በጣም በሙቀት ነው መተኛት የለመድኩኝ። እዛ ቤት ላይ ግን የምፈልገውን አይነት የብርድ ልብስ መጠን አላገኘም በብዛትም በጥራትም ማለት ነው። በዛ ምክንያት እንቅልፍ ተቸግሬ ማልተኛባቸው ሁለት ሶስት ቀናቶች ይኖራሉ። እዛ ቦታ ላይ እስከ ምለምድ ድረስ ወይንም ያን ቦታ ለቅቄ ወደ ቤት እስከ ምመለስ ድረስ ማለት ነው። ስለዚህ በተቻለ መጠን ጥሩ ልምድ አይደለም ብዬ ነው የማስበው። ለምን? እንደዛ አይነት ከቤታችን ውጭ በምንሆንበት ሰዓት እንቸገራለን ወይንም ቤታችን ውስጥ የለመድነው አይነት ደህንነት አይሰማንም ወይንም የለመድነው አይነት እቃ አናገኝም የለመድነው አይነት ብርድ ልብስ አናገኝም። በቁጥርም በመጠንም በሙቀት ደረጃም ማለት ነው በዚህ ጊዜ ስለምንቸገር በተቻለ መጠን ብርድ ልብስ መመጠን ተገቢ ነው ብዬ አስባለሁኝ። ቤት ውስጥም ከቤት ውጭም ተመሳሳይ አይነት ህይወት እንዲኖረን ተመሳሳይ አይነት እንቅልፍ ደረጃ እንዲኖረን የምንፈልግ ከሆነ የብርድ ልብስ አጠቃቀማችን እንደኔ ባይሆን እመክራለሁ። በዋናነት ግን ሁለት ብርድ ልብሶችን እጠቀማለሁ። በዚህ ርዕሰ ጉዳይ ዙሪያ ይሄ ነው ማንሳት የፈለኩት አመሰግናለሁ

አመሰግናለሁ በቤት ውስጥ በቤትህ ውስጥ ምን አይነት የቤት እቃዎች አሉ የሚል ነው መነሻ ሀሳባችን። በቤቴ ውስጥ ብዙ አይነት የቤት እቃዎች አሉን። ከተለያየ ነገር የተሰሩ ከጣውላ ተሰሩ አሉ ከብረት የተሰሩ አሉ ከፕላስቲክ የተሰሩ አሉ ከ ከእንጨት የተሰሩ አሉ እና መሰል ከተለያዩ ጥሬ እቃዎች የተሰሩ በቤቴ ውስጥ የምጠቀምባቸው የቤት እቃዎች አሉ። ለምሳሌ ከቁም ሳጥኔ ስጀምር ልብሶቼን የምደራደርበት ወይንም ልብሶቼን የማስተካክልበት በትክክል አስቀምጬ የምፈልገውን ልብስ በምፈልገው ጊዜ ለማግኘት የምጠቀምበት ቁም ሳጥን አለኝ። ከ ከጣውላ ተሰራ ከጣውላ የተሰራው ቁም ሳጥን ለእያንዳንዱ የቤተሰብ አባል ወይንም ለልጄ አንድ ክፍል ለባለቤቴ አንድ አንድ የራሷን የቻለ ለኔ አንድ ሆኖ ልብሳችንን በምንፈልገው ስህተት በምንፈልገው ጊዜ እንዲያውቅ እንዲያገለግለን የሚያገለግለን አለን። ሁለተኛ ደግሞ ለመቀመጫምነት የምንጠቀምባቸው አሉ በዋናነት ከስፖንጅ እና ከጣውላ ተሰሩ ሶፋዎች አሉን። እንደመቀነ መቀመጫነት የምንገለገልባቸው ሳሎን ላይ የሚቀመጡ ማለት ነው። በጣም ለመቀመጥ ምቾት ያላቸው እና አቀማመጣችን ጥሩ እንዲሆን የሚያደርጉ ማለት ነው። ከዚህ በተጨማሪ ለመቀመጫነት እንዳጋዥ ምን አሉን? ከፕላስቲክ የተሰሩ ኩርሲዎች አሉ ከፕላስቲክ የተሰሩ ከጣውላም የተሰሩ ኩርሲዎች አሉ። እነዚህ እቃዎች አሉኝ። በተመሳሳይ ደግሞ ለምግብ ለመብላት የምንጠቀምባቸው የምግብ ጠረጴዛዎች አሉን ከጣውላ የተሰሩ በዋናነት። በተመሳሳይ መቀመጫቸውም ጠረጴዛቸውም መቀመጫቸውን ከጣውላ የተሰራ ሆኖ መቀመጫቸው ለሰው ምቾት በሚመች መልኩ ከጣውላ በተጨማሪ ስፖንጅ ተጨምሮባቸው የሰውን ደህንነት በጠበቀ ሁኔታ ሰላማችን የሚጠብቁልን አይነት የምግብ ጠረጴዛዎች አሉ። ከዚህ በተጨማሪ ደግሞ። ቴሌቪዥኔንም አስቀምጥ ቴሌቪዥን አለኝ ቴሌቪዥን አለኝ የተለያዩ ዜናዎችን የምከታተልበት መዝናኛ አማራጮችን የምከታተልበት ቴሌቪዥን አለኝ። ቴሌቪዥንም የማስቀምጥበትን በተመሳሳይ ከጣውላ የተሰራ ዘመናዊ የቴሌቪዥን ማስቀመጫ አለኝ። እሱም ቴሌቪዥኑ ያለምንም ስጋት እንዲቀመጥ ያደርገዋል ህፃናቶች እንኳን ቢነካኩት መውደቅ እንዳይችል አድርጎ አስሮ የሚይዝ አይነት የቴሌቪዥን ማስቀመጫ አለኝ ማለት ነው። ሌላኛው ደግሞ ከበቤት ውስጥ ከምጠቀምባቸው እቃዎች አይነቶች መካከል። ለምግብነት ለምግብ መስሪያነት። የተለያዩ ብረት ድስቶች አሉኝ። ድስቶቹም ከብረት የተሰሩ ናቸው ብዙ ጊዜ ከብረት የተሰሩ ብረት ድስቶች አሉን። በተጨማሪም ደግሞ። ለተለያዩ መጠጦች መጠጫነት የሚያገለግሉ ለሻይ መጠጫ የሚያገለግሉ የሻይ ብርጭቆዎች ለውሃ መጠጫ የሚያገለግሉ የውሃ ብርጭቆዎች ኩባያዎች ደግሞም ከኩባያና ከብርጭቆች በተጨማሪ ሌሎች ለምግብ መብያነት የሚያገለግሉ ከ ከፕላስቲክ የተሰሩ ሳህኖች ከብረትና ከፕላስቲክ የተሰሩ ሳህኖችን በተመሳሳይ አሉኝ እነዛን በቀላሉ ሊታጠብ የሚችሉ በቀላሉ መንቀሳቀስ የሚችሉ ለተለያየ ሰው የተለያየ መጠን ያላቸው የተለያዩ አይነት የምግብ ሳህኖች አሉኝ። ከዛም በተጨማሪ ምግብ የምናበስልባቸው በኤሌክትሪክ ሀይል የሚንቀሳቀሱ የተለያዩ ስቶቦች አሉኝ ወይንም ምድጃዎች አሉኝ። በተመሳሳይ ደግሞ እንጀራ መጋገር የሚችልባቸው ከብረትና ከ ከሸክላ የተሰሩ እንጀራን በቀላሉ መጋገር የሚያስችሉ ወይንም በቀላሉ ልንጋግርባቸው የሚያስችሉ በኤሌክትሪክ ሀይል የሚጠቀሙ ምጣድም አለኝ። ስለዚህ በቀላሉ እንጀራ መስራት ይቻላል ወጥ መስራት ይቻላል። ከዚህ በተጨማሪ ለምግብነት የምንጠቀምባቸውን እቃዎች ምንደረድርባቸው በተመሳሳይ ከጣውላ የተሰሩ እቃዎች አሉኝ ለምግብ ግብአት የሚሆኑ የምንደረድርባቸውም የራሱን የቻሉ የቤት እቃዎች አሉኝ ማለት ነው። ስለዚህ እቤትህ ምን አይነት የቤት እቃዎች አሉን ለሚለው መነሻ ሀሳብ። ከላይ የዘረዘርኳቸው ከእንጨት ከጣውላ ከብረት ከፕላስቲክ የተሰሩ ለተለያዩ አገልግሎቶች የምጠቀምባቸው እቃዎች አሉ ማለት ነው። አመሰግናለሁ

አመሰግናለሁ ዛሬ የመጀመሪያ ምግብህ ምን ነበር የሚልስ ርዕስ ነው የመወያያ ርዕሳችን የሚሆነው? የመጀመሪያ ምግቤ የዛሬ የመጀመሪያ ምግቤ በጠዋት የበላሁት እንጀራ በስጋ ወጥ ነው የሚሆነው። ለምን እንደሚታወቀው ሰሞኑን በኢትዮጵያውያን ባህል መሰረት ወይንም በኢትዮጵያውያን አቆጣጠር መሰረት። የ በለይ ለክርስትና እምነት ተከታዮች የጾም የሚፈታበት ሰዓት ወይንም የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው። የልደት በዓል ነው የሚሆነው። ስለዚህ ሀሙስ አካባቢ ነው የልደት በዓል ሮብ አካባቢ ነው የልደት በዓል ያከበርነው። ስለዚህ በዓላችን ደግሞ ብዙ ጊዜ የሚከበረው በእርድ ነው። የኛ በዓል የሚከበረው ስለዚህ ሰሞኑን ከኢትዮጵያውያን ብዙ ቤቶች የስጋና ስጋ ተዋጾኦች አይጠፋም ማለት ነው። ያን መሰረተት በማድረግ በጠዋት ቀን እንዳላመሆኑ መጠን ዛሬ ቅዳሜ ነው። በእኛ አቆጣጠር መሰረት ቅዳሜ እንደመሆኑ ወጠን በጧት ወይንም የመጀመሪያ ምግቤ የነበረው ስጋ ወጥ ነው የሚሆነው ማለት ነው። ስጋ ወጥ በእንጀራ ነው የበላሁት ማለት ነው። ስለዚህ በተከታታይ ሰሞኑን በጣም በተደጋጋሚ የሚበሉ ምግቦች የሚሆኑት በእኛ ባህል ቀደም ብዬ እንደተናገርኩት ከስጋ ጋር የተያያዙ ምግቦች ናቸው ማለት ነው። ለምን? ሰሞኑን በአብዛኞቹ ቤቶች እነዚህ ነገሮች በቀላሉ መገኘት ስለሚችሉ በዋናነት ዛሬ በጠዋት የመጀመሪያ ምግባችን የሆነው እሱ ነው ማለት ነው። እንደ አጠቃላይ ስለዚህ በዚህ ርዕሰ ጉዳይ ዙሪያዋ ዛሬ የመጀመሪያ ምግብ ምን ነበር ለሚ በሚለው ርዕሰ ጉዳይ ዙሪያ ያነሳሁት ሀሳብ ይሄ ነው። ምክንያቴን ቀደም ብዬ ዘርዘር አደርጌዋለሁኝ ለምን ሰሞኑን የበዓላት ወቅት ነው። በበዓላት ወቅት ደግሞ ብዙ ጊዜ በዓላቶቻችንን የምናከብረው እንደኛ በዓል መሰረት በእርድ ነው። በእርድ ነው በዓላቶቻችንን የምናከብረው በዓላቶቻችን በእርድ የምናከብር ከሆነ ደግሞ ከበዓላት ቀጥሎ ባሉት ቀናቶች እንደዚህ አይነት ነገሮች የተለመዱ ናቸው። ብዙ በዓላቶቻችንን የምናከብረው በዚህ መልኩ ስለሆነ ሰሞኑን ወይንም ለተከታታይ ቀናቶች የምንመገበው ምግብ ከስጋ ጋር የተያዘ ምግብ ነው ማለት ነው። ይሄን ነው ለማንሳት የምፈልገው አመሰግናለሁ

አመሰግናለሁ ስልክህን ምን ያህል ጊዜ ትሞላለህ ነው? በነገራችን ላይ ምንድነው የምንሞለው የሚለው ነገር ግልጽ ባይሆንም ስልኬን በባትሪ ደረጃ በቀን አንዴ ነው የምሞላው በቀን አንዴ። ቻርጅ ከሞላው ስልኬ ስልኬ ባትሬ በጣም አስተማማኝ ስለሆነ ወይንም አቅም ያለው ባትሬ ስላለኝ ሙሉ ቀን መጠቀም እችላለሁ እንደውም እንደምጠቀመው አገልግሎት የሚወስናል እንጂ ከአንድ ቀን በላይ መጠቀም እችላለሁ። ስለዚህ በዋናነት ቻርጅ ከሆነ መሞላው በቀን አንዴ በሚል ይያዝ በአማካይ በቀን አንዴ ነው የምሞላው። አንዳንድ ጊዜም ከአንድ ቀን በላይም ሙሉ ካደረኩኝ ከዛ በላይም የምጠቀምበት ጊዜ አለ ማለት ነው። ነገር ግን ካርድ የምንሞላበትን ከሆነ መነሻ ሀሳቡ የሚለው የምሞላው ምናልባት አንዴ ነው የምለው በየቀኑ የመሙላት ልምድ የለኝም። ምንድነው የማደርገው በዋናነት ለተወሰኑ ቀናት የሚሆነኝን። ለድምጽ አገልግሎት ለድምጽ አገልግሎት እና ለጽሁፍ አገልግሎት የሚሆን ካርድ ምሞላው ምናልባት በሳምንት አንዴ ወይንም በወር አንዴ ነው የምሞላው በመሃል ብቻ። እስከምፈልገው ቀን ድረስ ካላስጠቀመኝ ብቻና ብቻ ነው ምንም የማደርገው ማለት ነው። ወደ የምሞላው እንጂ በብዛት በሳምንት አንዴ ወይም በወር አንዴ ነው የምሞላው። ብዙ ጊዜ ነገር ግን በመሃል ከጨረስኩኝ ተጨማሪ ካርዶችን እሞላለሁ ማለት ነው። በተመሳሳይ ለ ማህበራዊ መገናኛ ዘዴዎችን ለመጠቀም ዜናዎችን ለማግኘት የምፈልገው ከሆነ የዳታ ጥቅል ከሆነ የምሞላው ደግሞ ምንድነው የማደርገው? በሳምንት አንዴ ወይም በወር አንዴ ነው ብዙ ጊዜ የምሞላው። ነገር ግን ሙሉ ሳምንቱን ወይም ሙሉ ወሩን ላያስጠቅመኝ ይችላል እንደ አጠቃላይ ለዚህ ምንድነው የማደርገው በዋናነት በሳምንት አንዴ ወይም በወር አንዴ እሞላለሁ። ከዛ በተጨማሪ ደግሞ በሚያልቅበት ሰዓት ከሳምንት ሳይሞላ የሚያልቅ ከሆነ ለሳምንት የሞላሁት ሳምንት ሳይሞላ ሳምንት ሳይወስድ የምንሞላበት ጊዜ ይኖራል። በተመሳሳይ ደግሞ ላወር የሞላዎት ነገር ወር ሳይሞላ የሚያልቅ ከሆነም አሁንም በተመሳሳይ የወሩን ጊዜ ሳልጠብቅ ባለቀበት ጊዜም የምሞላበት አጋጣሚ ይኖራል ማለት ነው። ስለዚህ ስልክህን ምን ያህል ጊዜ ትሞላለህ? የሚለው ነገር ጋር በተያያዘ ከባትሪ አኳያ በቀደም ሲል እንዳነሳሁት በቀን አንድ ጊዜ በአማካይ እሞላለሁኝ አንድ ቀን ከሞላው ሙሉ ጊዜን መጠቀም እችላለሁ። በካርድ ደረጃ ደግሞ በአማካይ በወር አንድ ጊዜ ወይንም በሳምንት አንድ የሞልቼ ወሩን ወይንም ሳምንቱን ለመጠቀም ነው ጥረት የማደርገው ማለት ነው። ይሄን ነው ለማንሳት የፈለኩት አመሰግናለሁ

አመሰግናለሁ። ያው የዚህኛው ጊዜ መወያያ ሀሳቡ ደግሞ የሚለው የትንኝ መረብ ትጠቀማለህ? የሚል ነው መነሻ ሀሳቡ የትንኝ መረብ ትጠቀማለህ? የሚለው ነገር አዎ በጥሩ ሁኔታ ነው የምጠቀመው። ለምን ቢባል መረቡ ለተለያዩ ነገሮች ያግዘናል ወይም ከተለያዩ ትናንሾች ወይም የተለያዩ ትናንሾች በእኛ ላይ ሊፈጥሩ የሚችሉትን በሽታ ምን ማድረግ ያስችለናል? ለመከላከል፣ ለመቆጣጠር በተመሳሳይ ደግሞ በሽታው ከመፈጠሩ በፊት ለመከላከል በጥሩ ሁኔታ ያግዘናል ማለት ነው። ስለዚህ በዋናነት የትንኝ መረብ ትጠቀማለህ? የሚለው ጥያቄ በጣም ወሳኝ ስለሆነ መረቡን በትክክል ነው የምጠቀመው። ብዙ ሰውም መጠቀም አለበት ብዬ እመክራለሁ። ለምሳሌ በአካባቢያችን ወደ እኛ አካባቢ ስንመጣ ብንቢዎች አሉ ብንቢዎች አሉ የትኝ መረብ ሳንጠቀም በተለይ ሌሊት ላይ የምንተኛ ከሆነ ህፃናትም ይሁን አዋቂ ሰዎች በጣም በትልቁ ተጎድተው ነው የምናገኛው ማለት ምን አይነት ጉዳት ነው የሚሆነው ሰውነታቸው ሲበላ በመሃል ህፃናት ከሆኑ በየሰአቱ ሲነሱ ሲገለባበጡ ትንኙ ሲያስቸግራቸው ነው የምናየው በዋናነት ትልልቆች ላይም በተመሳሳይ ፊታቸው ላይ ወይም ሰውነታቸው ላይ በትንሹ ምክንያት የሚፈጠሩ እብጠቶች ይኖራሉ እ እንቅልፋቸውንም በትክክል መተኛት የማይችሉበት ሁኔታ ይፈጠራል ማለት ነው በዋናነት ስለዚህ የትንኝ መረብ መጠቀም በጣም አስፈላጊ ነው የሚሆነው። ይህ ብቻ አይደለም፤ ብዙ በሽታዎች አሉ። ለምሳሌ የወባ በሽታንም ማንሳት እንችላለን። የወባ በሽታን በምናነሳበት ጊዜ በጣም በትልቁ የወባ በሽታ ሊከሰትባቸው ከሚችላቸው ነገሮች መካከል አንደኛው ምንድነው የትንኝ መረብ ባለመጠቀም ነው። የትንኝ መረብ ግን ከተጠቀምን ምንድነው የሚሆነው? በማንኛውም መልኩ የወባ ትንኝ በሽታውን የምትፈጥረው የወባ ትንኝ ወደ ሰውነታችን ወይም ወደ ምኞታችን መግባት አትችልም። ምክንያቱም ዙሪያው አልጋችን በትንኝ መረብ ስለተዘጋ ማለት ነው። በዚህ ጊዜ ምንድነው የሚፈጠረው? ወባ በማንኛውም መልኩ፣ የወባ ትንኝ በማንኛውም መልኩ መግባት አትችልም ማለት ነው። ካልገባች ደግሞ ለወባ በሽታ የመጋለጥ እድላችን በጣም ያነሰ ነው የሚሆነው ማለት ነው። እናም የመጀመሪያው መንገድ የሚሆነው በተለይ ከወባ በሽታ ጋር በተያያዘ ለመከላከል ትልቁ ነገር የሚሆነው መረብ መጠቀም ነው የሚሆነው። መረብ በተጠቀምን ቁጥር የተሻለና የወባ በሽታን በደንብ መከላከል የምንችልበት ሁኔታ ይፈጠራል ማለት ነው። ስለዚህ ከተለያዩ በሽታዎች ራሳችንን ለመጠበቅ ወይም የተለያዩ በሽታዎች ሳይከሰቱብን ለመከላከል የምንፈልግ ከሆነ ከዚህም በተጨማሪ ከብዙ ጉዳቶች ህፃናትም ሆኑ አዋቂዎችን ለመጠበቅ የምንፈልግ ከሆነ በጥሩ ሁኔታ የተለያዩ ንጥረ ነገሮችን የተረጩ የትንኝ መረቦችን መጠቀም አስፈላጊና ወሳኝ ነው ብዬ ነው የማስበው። ስለዚህ የትኝ መረብ ትጠቀማለህ ወይ? ለሚለው ነገር አዎ፣ በደንብ እጠቀማለሁ፤ ሰዎችም እንዲጠቀሙ አበረታታለሁ:: ለምን ከተለያዩ በሽታዎች ታናናሾችንም ሆኑ አዋቂዎችን መከላከል ወይም መጠበቅ ስለሚቻል፣ በእነዚህና በመሰል ምክንያቶች የትንኝ መረብ እጠቀማለሁ፤ ሰዎችም እንዲጠቀሙ በከፍተኛ ሁኔታ ነው የማበረታታው ወይም በከፍተኛ ሁኔታ እገፋፋለሁ ማለት ነው። ስለዚህ ከትንኝ መረብ አጠቃቀም ጋር በተያያዘ ለማንሳት የፈለኳቸው ነጥቦች እነዚህ ናቸው አመሰግናለሁ

አመሰግናለሁ ያው ገንዘብ ትቆጥባለህ ወይ የሚል? ርዕሰ ጉዳይ ነው ያለው ገንዘብ ትቆጥባለህ የሚለውን ቀጥታ ለመመለስ ያክል። አዎ በገንዘቤን ለመቆጠብ ጥረት አደርጋለሁ። ጥረት የማደርገው በምንድነው? ወጪዎችን በመቀነስ ወይንም አስፈላጊ ለሚባሉት ነገሮች በመውጣት በወር ውስጥ ከማገኘው ገቢ ውስጥ። ለመቆጠብ ተራ ታደርጋለህ? የወደፊት ሞቼን ወይም ፍላጎቶችን ለማሳካት ማለት ነው። አመሰግናለሁ

አመሰግናለሁ ሰዎችን እንዴት ታስተዋውቃለህ የሚል ርዕሰ ጉዳይ ነው? ሰዎችን በተለያየ መንገድ አስተዋውቃለሁኝ። በተለያዩ ማስታወቂያ መንገዶች ማህበራዊ መገናኛ ዘዴዎችን ወይንም ፊት ለፊት ሰዎችን በማገናኘት ለማስታወቅ እሞክራለሁ። ስራቸውን በመግለጽ ሰዎች ያላቸውን ባህሪ በመግለጽ አንዳቸውን አንዳቸው ወደፊት ብዙ ሊረዳዱ ይችላሉ የሚለውን ነገር በመግለጽ በዚህ መርኩ። ለማስተዋወቅ ጥረት አደርጋለሁ ማለት ነው። አመሰግናለሁ።

የስራ እድገት እየፈለክ ነው የሚል ነው? ርዕሰ ጉዳዩ አዎ የትኛውም ሰው እድገት ይፈልጋል አንድ ስራ ላይ ለረጅም ጊዜ መቆየት አይፈልግም። በየጊዜው እድገት ይፈልጋል። ስለዚህ የስራ እድገት የፈለክ ነው የሚለው ነገር። አዎ በተቻለ መጠን አሁን ከምሰራው ስራ የተሻለ እና አሁን የምሰራውን ሰራን በገቢም በስበብ አቅምም ደረጃ የተሻለ አቅም እና የተሻለ ገቢ መስጠት የሚችል ስራዎችን የማፈላለጉን ስራ እየከወንኩኝ እገኛለሁ። አመሰግናለሁ

አመሰግናለሁ ወተት ትጠጣለህ የሚል ነው? ርዕሰ ጉዳዩ አዎ ወተት ብዙ ነገሮችን ይይዛል በውስጡ ብዙ ነጥራ ነገሮች አሉት በተለይ በተለይ በተፈጥሮ ከላም የሚገኘው ወተት። ለሰው ልጅ ጤና በጣም አስፈላጊና ጠቃሚ ስለሆነ በተቻለ መጠን በተገኘበት ሁኔታ ወተት እጠጣለሁኝ ሰዎችንም ወተት እንዲጠጡ እመክራለሁ። ይዘጣል። ዙሪያ የለኝ ሀሳቤን አመሰግናለሁ።

አመሰግናለሁ በመስታወት ላይ ምን ያህል ጊዜ ታያለህ ነው? በቀን ውስጥ በአማካይ ሁለት ጊዜ መስታወት ላይ ራሴን አያለሁኝ። በተለይ ጠዋት ጠዋት ላይ ከ ወደ ስራ ከመሄድ በፊት ለማየት እሞክራለሁ። ከዛም በመሃል ከምሳ በኋላ አሁንም ወደ ስራ ከመጓዝ በፊት በመስታወት ራሴን አያለሁኝ። ስለዚህ በአማካይ በቀን ውስጥ ለሁለት ጊዜ ያክል መስታወት ላይ ራሴን ለማየት ጠረዳ አደርጋለሁ ወይም አያለሁ ማለት ነው። አመሰግናለሁ

አመራር ሚና አለህ ነው የሚለው አዎ የትኛውም ሰው በተለያየ ዘርፍ አማራር ሚና አለው ለምሳሌ በቤተሰብ ደረጃ አንድ ሰው ቤተሰቡን የማስተዳደር ወይንም ለቤተሰቡ አማራር ነው ወይንም ሀላፊ ነው ስለዚህ ቤተሰቡን በተገቢ ሁኔታ መብራት አለበት። በሚሰራውም ሰራም ዙሪያ እኛ የበላ አመራሮች ነን ስለዚህ ስራችን በተገቢ ሁኔታ ማሳለጥ ይኖርብናል ማለት ነው። አመሰግናለሁ።

የእቃ ቁጥጥር ታደርጋለህ ወይ ነው የሚለው በመን ርዕሰ ጉዳዩ? የእቃ ቁጥጥር አዎ አደርጋለሁ ምክንያቱም እቃዎቻችን በተገቢው ሁኔታ መጠቀም አለብን። በተመሳሳይ ደግሞ እቃዎቻችን መጥፋት የለባቸውም። ለምን ወደፊት ለተለያዩ አገልግሎቶች ልንጠቀማቸው ስለምንችል እነዛን እቃዎች በተቻለ መጠን። ለእቃዎች ቁጥጥር አደርጋለሁ ለሚወጡ እቃዎች ቁጥጥር አደርጋለው የሚወጡት እቃዎች ሙሉ በሙሉ ገብተዋል ወይ የሚለውንም ነገር ለማረጋገጥ እሞክራለሁ ማለት ነው። ከእቃ ቁጥጥር ጋር ታደርጋለህ የሚለው? አዎ አደርጋለሁ።

መዋኘት ትችላለህ የሚል ነው? ርዕሰ ጉዳዩ መዋኘት ትችላለህ የሚለው ቀጥታ ለመመለስ ያክል አዎ። በተለይ በተለይ መዋኛ ቦታዎች ላይ ወይንም ለመዋኛ ተብሎ በተዘጋጁ ገንዳዎች ላይ ለመዋኘት እሞክራለሁ ወይንም ለመዋኘት ጥረት አደርጋለሁ። ነገር ግን ትልልቅ ወንዞች ላይ ትልልቅ ቀይቆች ላይ ጥልቀታቸውን ለመገመት ወይንም ለማወቅ ስለሚያስቸግር ከአደጋ ለመጠበቅ ያክል። አልዋኝም ግን መዋኛ በታዎች ላይ መዋኘት እችላለሁ ራሴን ጭዬ መዋኘት በደንብ እችላለሁ ማለት ነው። እመሰግናለሁ

መብሰል ትችላለህ ወይ የሚል ነው? ርዕሰ ጉዳዩ። አዎ ማብሰል እችላለሁ በተወሰነ ደረጃ ሁሉንም አይነት የምግብ አይነቶችን እንኳን ባይሆን የተወሰኑት አይነት የምግብ ማብሰል አይነቶችን ለማብሰል ጥረት አደርጋለሁ ወይም አበስላለሁ። በተለይ በተለይ ለልጆች የሚዘጋጁ ምግቦችን በቀላሉ እና በጣፋጭ በሆነ ሁኔታ ለማዘጋጀት እሞክራለሁ። ማብሰል ትችላለህ ለሚለው ጥያቄ አዎ እችላለሁ በሚለው መመለስ ይቻላል።

ፍየል ላይ ታውቃለሁ ያው በተደጋጋሚ እይቼ አውቃለሁ የተለያዩ አይነት ፍየሎችን የተለያየ ዝርያ ያላቸው ፍየሎችን እኔ ባለሁበት ቦታም ይሁን እኔ ካለሁበት ቦታ በሰራ ምክንያት ለተለያዩ ቦታዎች የምንቀሳቀስበት ጊዜ የተለያዩ አይነት ፍየሎችን አውቃለሁ ወይንም አይቼ አውቃለሁ በአካልም ነክቼ ምን እንደሚመስሉ ሁሉ የታዘብኩበት ሁኔታ ነው ያለው። ስለዚህ ፍየል አይተህ ታውቃለህ የሚለው ጥያቄ አዎ አይቼ አውቃለሁ።

ጥራት ያለው ስራ ማቅረብ ትችላለህ ወይ ነው? አዎ በትክክል ማቅረብ እችላለሁ ሰዎችን ሰዎችንም እንዲያቀርቡ የምመክረው ጥራት ያለው ስራ ነው። ሰው ከሰራ ቀር በተቻለ መጠን ጥርት ያለ ስራ ሰርቶ ደንበኛን የሚያረካ ስራ መሆን አለበት ብዬ ስለማስብ። እኔም የምሰራቸው ስራዎች ጥርት ያሉና የደንበኛን ፍላጎት የሚያሳኩ ናቸው። ስለዚህ ጥራት ያለው ስራ ማቅረብ እችላለሁ በደንብ

በእግር ምን ያህል ርቀት መሄድ ትችላለህ? በእግሬ በቀን ውስጥ በትንሹ እስከ አራት ኪሎ ሜትሮች እጓዛለሁ። ይሄም ለጤናዬን ለመጠበቅ እንደ እንቅስቃሴ አይነት ስለሆኑ። በእግር ከሶስት አራት ኪሎ ሜትር በቀን ውስጥ ለመንቀሳቀስ እሞክራለሁ። ከሰዎች ጋር ይሁን ብቻዬን። እነዚህን እንደ ርቀቶች በአማካይ በቀን ውስጥ የምጓዝበት ሁኔታ ይኖራል ማለት ነው። አመሰግናለሁ።

ከደንበኞች ጋር ትሰራለህ? ነው አዎ ከደንበኞች ጋር እሰራለሁ ምክንያቱም ለየትኛውም ስራ ደንበኞች አሉት ስለዚህ ከደንበኞች ጋር በጋራ መስራት ተገቢ ነው የሚሆነው። ለምን? አንድ ድርጅት ለማሳደግ ደንበኞች ግዴታ አስፈላጊዎች ናቸው። ስለዚህ ከደንበኞች ጋር ስራዎችን በጋራ መስራት ወደፊት የተሻሉ ደንበኞችን ለመፍራት ድርጅቱንም በጠንካራ መሰረት ላይ ለመገንባት ስለሚያገለግል ከደንበኞች ጋራ በጣም በብዙ ጊዜ እሰራለሁ። ወይንም ብዙ ስራዎችን አከናውናለሁ

የምታስታውሰው ልዩ በዓል አለ ነው የሚለው፤ አዎ፣ የማስታውሰው ብዙ በዓላቶች አሉ። በተለይ በተለይ የዘመን መለወጫ በዓል አለ፤ ሁለት ሺህ ዘጠኝ አካባቢ የነበረው የዘመኑ መለወጫ በዓል ከማረሳቸው በዓሎች ውስጥ አንደኛው ነው። ለምን ቢባል በዛ በዓሎች ከነበርኩበት ህይወት ምዕራፍ ወደ ሌላኛው ህይወት ምዕራፍ የተሸጋገርኩበት ስለነበረ ያኛውን በዓል በተለየ ሁኔታ ወይንም በልዩ ሁኔታ የማስታውሰው በዓል ቢኖር የሁለት ሽ ዘጠኝ በዘመን መለወጥ በዓል ነው።

የቀረበ ምግብ ትበላለህ ወይ ነው? አዎ የቀረበ ምግብ ምግብ እበላለሁ። ለምን የተለያየ ሰው የተለያየ ምግብ ፍላጎት ነው ያለው ወይንም የተለያየ አይነት ምግብ። የመጣልኝ ስለዚህ በተቻለ መጠን የትኛውንም ምጎች ለመመገብ ጥረት አደርጋለሁ። ስለዚህ የቀረ ምግብ ትበላለህ የሚለው ነገር አዎ። በደንብ በትክክል እበላለሁ። ምክንያቱም ጤናዬ ላይ ምንም አይነት ችግር ስለማይፈጠር። እንደዚህ አይነት ተመሳሳይ ምግቦችን እመገባለሁ ማለት ነው።

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ ፀሀይ ስትጠልቅ ብቻ ሳይሆን ፀሀይ ስትወጣም መመልከት እወዳለሁ ብዙ ጊዜ ለምን? ፀሀይ ስትወጣና ስትጠልቅ የተለየ ምልክት ነው የሚያሳየው የተለየ ደስ የሚል ስሜት ትሰጣለች። በተለይ በተለይ ፀሀይ መመልከት የሚመች ቦታ ላይ ወይንም ማየት የምንችልበት ቦታ ላይ ሆኖ መታዘብ በጣም ደስ የሚል ነገር ስለሆነ ፀሀይ ስትጠልቅ መመልከት። በጣም ከሚወዱት ሰዎች መካከል አንደኛው ነኝ ማለት ነው

የምታውቀውን አንድ ምሳሌ የነገረኝ ይላል። የማውቀውን ለምሳሌ ብዙ ብዙዎች አሉ ከእነዚህ ውስጥ አንዱን ለማንሳት ያክል፤ ነገር በምሳሌ ጠጅ በበርሌ የሚባል ምሳሌ አነጋገር አለ። ማለትም ሰዎች ነገሮች ነገርን ለማስረዳት ምሳሌ ይጠቀማሉ። በተመሳሳይ ደግሞ ጠጅም የሚጠጣው ወይንም ደስ የሚለው በበርሌ መጠጣት ነው። ሁለቱን ለማገናኘት ነገር በምሳሌ ታጅ በብርሌ የሚባል የሀገራችን አንድ አንደኛው ምሳሌው አነጋገር ነው ማለት ነው።

ፎቶዎችን የት ታስቀምጣለህ ነው የሚለው? ፎቶዎችን በሁለት መንገድ አስቀምጣለሁ። በስልኬና በተለያየ መንገድ በማነሳችሁን ፎቶዎች ስልኬ ላይና እና ላፕቶፕ ኮምፒውተሬ ላይ ለማስቀመጥ እሞክራለሁ። ከዛ ውጪ ደግሞ በፎቶ ቤት የሚነሱ ፎቶዎች ካሉ በወረቀት የታተሙ ፎቶዎች ማለት ነው እነሱን በተዘጋጀ ፎቶ ማስቀመጫ ላይ ፎቶዎችን አስቀምጣለሁ። ስለዚህ ፎቶዎችን በሁለት መንገድ አስቀምጣለሁ ስልኬ ላይ ወይንም ላፕቶፕ ላይ ነው። ለፎቶ ማስቀመጫ ተብሎ የተዘጋጀ አልበሞሽ ላይ ነው

የድሮ ፎቶዎችን ትይዛለህ የሚል ጥያቄ ነው፤ አዎ፣ የድሮ ፎቶዎችን ይዛለሁ። በተለይ በተለይ ማወቅ ወይንም ማስተዋል ከተጀመርኩበት ጊዜ ጀምሯል ያሉትን ፎቶዎች ለላ ለማጥፋት ወይንም ለማኖር እሞክራለሁ፤ አንዳንድ ፎቶዎች በትንሹ አንዳንድ ፎቶዎችን ለይዜ ከተነሳችሁ ፎቶዎች ውስጥ ለማስቀመጥ እሞክራለሁ ወይም ለመያዝ እሞክራለሁ ለምን ማንነታችን የሚያስታውሱን ስለሆኑ እንደ አጠቃላይ የድሮ ፎቶዎችን የጥሩ የመያዝ ልምድ አለኝ

ማሰላሰል ታደርጋለህ ወይ የሚል ድረስ ነው? አዎ ማሰላሰል አደርጋለሁ ማሰላሰል በጣም ጥሩ ነው። ለምን የቀን ስራዎቻችን በተገቢ መንገድ ከወነናል ወይ? የሚቀሩን መሰራዎች አሉ። ለነገስ ምን መሰራዎች ማከናወን አለብን? ሁላችን ጥሩ ነበር ወይ? እነዚህ እነዚህ ነገሮች ተመልሰን ማሰናሰል አስፈላጊ ነው ብዬ አስባለሁ። ስለዚህ ሰው እንደሆነ እንደመሆናችን መጠን ማሰላሰል ተገቢም ስለሆነ ማሰላሰልን በተደጋጋሚ ወይንም በብዙ አጋጣሚዎች የማድረግ እድሉ አለኝ። ምንም አደርጋለሁ ማለት ነው

ብዙ ትንሽ ሳለህ የሚለው አዎ ብዙም የማስታውሳቸው ነገሮች አሉ ትንሽ ሳለሁ ምክንያቱም የልጅነት ጊዜያችን ብዙ ነገሮች ያሳለፍንበት ነው ስለዚህ ትንሽ ሰአሁ የማስታውሳቸው በጣም ብዙ ትዝታዎች አሉ ወይንም ብዙ ነገሮች አሉ ማለት ነው። ጥሩ ጥሩ ነገሮችን አሳልፈናል በተለይ ከቤተሰብ ጋር ከጓደኞቻችን ጋር ብዙ ጥሩ ነገሮችን ስላሳለፍን ትንሽ ሳለህ ሳለህ ብዙ ነገሮችን አስታውሳለሁ

የስራ ጊዜ ገደብ ታስተካክላለህ ወይ ነው? በተቻለ መጠን የስራ ጊዜን በተገቢ ሁኔታ ለመጠቀም ሞክሮ ያለመሸራረፍ በጠዋት በሰአት በመግባት በሰአት በመግባት መውጫ ሰአቴን በተመደበልኝ ሰዓት በመውጣት ሳላሸራርፍ ነው። የሰራ ጊዜን ለመጠቀም ምሞክረው የስራ ጊዜ ገደብ ታስተካክላለህ ለሚለው ነገር። አዎ አስተካክላለሁ መስራት ባለብኝ ሰዓት ልክ እሰራለሁ ከዛም በላይ ከሆነም ለመስራት ጥረት እማደርግበት ሁኔታ ይኖራል ማለት ነው

ሳንደል ትለብሳለህ ለሚለው? አዎ ብዙ ጊዜ ቤት ውስጥ በምንሆንበት ሰዓት ሳንዳሎችን ለመልበስ እሞክራለሁ ለምን ቀለል ያሉ ሆናቸው ነፋስ ማስገባት ይችላሉ በቀላሉ። ጥሩ ስሜት ወይንም ደስ የሚል የመዝናናት ስሜት ስለሚሰጡን ወይንም የማሳረፍ ስሜት ስለሚሰጡን ብዙ ጊዜ ቤት ውስጥ በመሆንበት ሰዓት ወይንም ቤት ውስጥ በመሆንበት ሰዓት ከስራ ውጪ በመሆንበት ጊዜያቶች ሳንደሎችን የምለብስበት ሁኔታ ይኖራል

ስራዎችን በቅደም ተከተል ታስቀምጣለህ አሁን በጣም ብትቀደም ተከተል ነው የማስቀምጠው ለምን መቅደም ያለባቸው ስራዎች አሉ ዘግይተው መሰራት ያለባቸው ስራዎች ይኖራሉ። ስለዚህ ስራዎችን በተቻለ መጠን በቅደም ተከተል ነው ለማስቀመጥ ሞክሮ ወይንም የማስቀምጠው ቀድሜ መሰራት ያለበትን ቀድሜ እሰራለሁ። ጊዜ የማይገድበውን ስራ ደግሞ ዘግይቼ ከሌሎች በኋላ ጊዜ መድቤለት ጊዜ ሰጥቼ እሰራለሁ ማለት ነው። ስለዚህ ስራዎችን በቅደም ተከልተህ ታስቀምጣለህ ወይ? አዎ በቅደም ተከተል አስቀምጬ ስራዎቼን ለመከወን እሞክራለሁ። ብዙ ጊዜ

የስልክህ ባትሪ ምን ያህል ይቆያል ነው የሚለው? የስልኬ ባትሪ ብዙ ጊዜ አንድ ጊዜ ሙሉ ቻርጅ ከሆነ በትንሹ ሃያ አራት ሰዓት ይቆያል ሙሉ የምፈልጋቸውን ነገሮች እየተጠቀምኩ ሃያ አራት ሰዓት ድረስ ያን ባትሪ መጠቀም እችላለሁ ወይንም ሙሉ የሆነውን ባትሪ መጠቀም እችላለሁ ማለት ነው። እንደ ሁኔታው ከሃያ አራት ሰዓት ወይንም ከአንድ ቀን በላይ የምጠቀምበት ሁኔታ አለ እንደምጠቀምባቸው መተግበሪያዎች ነው የሚወሰነው። ግን በትንሹ ሃያ አራት ሰዓት ሙሉ የሆነ ባትሪ እስከ ሃያ አራት ሰዓት ድረስ መጠቀም ወይንም አንድ ቀን መጠቀም እችላለሁ ማለት ነው

ወደ መናፈሻ ምን ያህል ጊዜ ትሄዳለህ ለሚለው ወደ መናፈሻ ብዙ ጊዜ በሳምንት አንድ ቀን በተለይ እረፍት በሚሆንበት ሰዓት እሁድ እሁድ ከሰአት ብዙ ጊዜ ወደ እንደዚህ አይነት አካባቢዎች እጓዛለሁ፤ በሌላው ቀን በስራ ጉዳይ የተለያዩ ማህበራዊ ጉዳዮችም ስለሚኖሩ አይነት ነገሮች ጊዜ አይኖረኝም፤ ግን በሳምንት አንድ ጊዜ በተለይ እሁድ እሁድ ወደ ቦታዎች እሄዳለሁ ማለት ነው። ስለዚህ በሳምንት አንድ ጊዜ በሚል መያዝ ይችላል ወደ መናፈሻ ምን ያህል ጊዜ ትሄዳለህ ለሚለው መነሻ ሀሳብ ማለት ነው።

የመንገድህን ስም ታውቃለህ? አዎ ይሄ ብዙ መንገድ ስሞችን አውቃለሁ። ከአንድ ቦታ ከስራ ቦታ ተነስቼ ወደ መኖሪያ ቦታ ወይንም ከስራ ቦታ ተነስቼ ወደተለያዩ ቦታዎች ስሄድ የመንገዶችን ስም አውቃለሁ። በተመሳሳይ ደግሞ የተለያዩ መተግበሪያዎችን በመጠቀም አሁን ላይ በቀላሉ ማወቅ ስለሚቻል ብዙ ጊዜ በምጓዝ የምጓዝባቸውን መንገዶች ስም በትክክል አውቄ ነው የምጓዘው። ወይንም የሚል መንገዶችን ስም ታውቃለህ? የሚለው ብዙ የምጓዝባቸውን መንገዶች ስም በትክክል አውቃለሁ

ዋይፋይ ትጠቀማለህ? ሌላው ዋይፋይ እጠቀማለሁ በተለይ ቤት ውስጥ አይኖረኝም ከቤት ውጪ ባሉ ቢሮ ላይ በምሆንበት ጊዜ ሆቴሎች ላይ በምዝናናበት ጊዜ ዋይፋይ ባለባቸው ቦታዎቸ ላይ በምኖርበት ጊዜ በተቻለ መጠን ዋይፋይ እጠቀማለሁኝ ስለዚህ የምፈልጋቸውን መረጃዎች በቀላሉ በፈጣን ዋይፋዎች ተጠቅሜ የምፈልጋቸውን ነገሮች የማውረድ ነገር እሰራለሁ ማለት ነው። ስለዚህ ዋይፋይ ትጠቀማለህ? አዎ እድሉን ካገኘሁኝ ዋይፋይ እጥቀማለሁ።

በድን ቋንቋ ታምናለህ ነው የሚለው አዎ አምናለሁ እንደሚታወቀው ቋንቋ መግባቢያ ነው ስለዚህ የትኛውም ቋንቋ ለዛ ማህበረሰብ አስፈላጊና ጠቃሚ ነው። ስለዚህ እንደዚህ አይነት ቋንቋዎችም አምናለሁ በደንብ ነው የማምነው ለምን ለአንድ ማህበረሰብ ተገቢ ናቸው ወይንም እንደ መግባቢያ መንገድ ናቸው ብዬ ስለማስብ አስፈላጊዎችም ስለሆኑ እንደሚጠቀምባቸው ሰው ስለዚህ እንደዚህ አይነት ቋንቋዎች በደንብ አምናለሁ ማለት ነው።

የስራ አሰራሮችን ትከተላለህ ነው የሚለ፤ አዎ፣ የስራ አሰራሮችን እንከተላለሁ፤ ለምን ብዙ ጊዜ የመንግስት አገልግሎት የምንሰጥበት ጊዜ መርሆችን ወይም አሰራሮችን መከተል አለብን፤ ከዛ ውጪ ስራው የሚፈልገውን ነገር ላንፈጽም እንችላለን ወይንም ደንበኞቻችን የሚፈልጉትን አገልግሎት መስጠት ስለማንችል በተቻለ መጠን የስራ አሰራሮቼን ተከትዬ ለመስራትም ጥረት የማደርገው፤ በእያንዳንዱ ስራዬ ወይም በእያንዳንዱ ቅስቀሴ የስራ አሰራሮችን ተከትዬ ለመስራት ጥረት አደርጋለህ ማለት ነው።

እንደገና ጥቅም ላይ መዋጥ ታደርጋለህ አዎ ብዙ ነገሮችን እንደገና ጥቅም ላይ እንዲውሉ አደርጋለሁ ለምን ቢባል? አንዳንድ ነገሮች በቀላሉ የማንተካቸው ነገሮች አሉ ወይንም ብዙ ወጪ የሚያስወጡ ነገሮች አሉ ስለዚህ እንደዚህ አይነት ነገሮች እንደገና ከዚህ በፊት የተጠቀምነው ነገር መልሰን ጥቅም ላይ በመዋል እንደኛ ወጪ ቆጣቢ መሆን እንችላለን። ከዛም በተጨማሪ ደግሞ የራሳችን አስተዋጽኦ ብክለት ላይኖር ወይንም ለሀገርም ቢሆን በውድ ዋጋ ከውጭ የሚገቡትን እቃዎች በመቀነስ የራሳችንን አስተዋጽኦ ማድረግ ስለምንችል እንደገና ጥቅም ላይ የማዋል የብዙ እቃዎችን እደርጋለሁ ወይንም ብዙ እቃዎችን እንደገና የመጠቀም እንደገና እንደገና እንጠቀማለን ማለት ነው

ኮከቦችን መመልከት ትወዳለህ? አዎ በጣም ነው የምወደው በተለይ ምሽት ላይ በሚወጥበት ሰዓት ኮከቦችን መመልከት ኮከቦችን መቁጠር የኮከቦችን አቅጣጫ ከየት ወዴት እንደሚጓዙ የኮከቦችን ብዙ ነገሮችን ለመታዘብ እሞክራለሁ። ስለዚህ ኮከቦችን መመልከት በጣም ከሚወዱት ሰዎች መካከል ነኝ። በስርዓት እንደ ስራ አድርጌ መቁጠር ወጥቼ ውጪ ላይ ኮከቦችን ብዙ ጊዜ ይመለከትበት አጋጣሚ ይፈጠራል ማለት ነው። ስለዚህ ኮከቦች መመልከት በጣም የሚወዱት ሰዎች መካከል ነኝ

ስለ ቅርብ ጓደኛህ ንገረኝ ነው የቅርብ ጓደኞቼ እንደኔ ነው የተመሳሳይ ባህሪ ያላቸው ናቸው ስራቸውን አክብረው የሚሰሩ ቤተሰባቸውን በስርዓት የሚመሩ ወይንም የሚያስተዳድሩ ይዘው ስራቸውን የሚሰሩ ራሳቸውን ለማሻሻል የሚጥሩ ቀን አሳቢ ወይንም ጥሩ ሰው ጥሩ ሲያገኝ ደስተኛ የሚሆኑ የሚያገኙትን ነገር ከጓደኞቻቸው ጋር ከጓደኞቻቸው ጋር በጋራ ለመጠቀም የሚፈልጉ ስራቸውን በአግባቡ የሚከውኑ ጥሩ ተግባቦት ያላቸው ጓደኞች ነው ያሉኝ ይሄን ነው ማለት የፈለኩት

ቡና ወይስ ሻይ ትመርጣለህ? ነው የሚለው እኔ ቡናን ነው የምመርጠው በተለይ በተለይ የሚያነቃቃኝ ከሻይ ይልቅ ቡና በመሆኑ ምክንያት ብዙ ጊዜ ቡናን መጠጣት እወዳለሁ፣ በተለይ ጠዋትና ምሳ ሰዓት ላይ ወይንም ከምሳ በኋላ ቡና መጠጣት የምወድ አይነት ሰው ነኝ። ሻይ አማራጭ ወይ ቡና መጠጣት የማልችልበት ሁኔታ ላይ ወይንም ወይ ቡና መጠጣት የማልችልበት ጊዜ ላይ ብቻ ነው እንዴ ወደህ የምሄደው በዋናነት ሁለቱም አማራጮች ካሉ ከሻይ መጠጥ ይልቅ ወደ ቡና መጠጥ አመዝናለሁ ወይንም ቡና መጠጣት ነው ምመርጠው።

ጾም ትጾማለህ? አዎ። ጾም ጾም አለው ግን ያው የተለያዩ ሰአቶች አሉ። ጾም የምንጾምባቸው ብዙ ጊዜ እስከ ስድስት ሰዓት ነው የምጾመው። ነገር ግን እስከ ዘጠኝ ሰዓት እስከ አስራ ሁለት ሰዓት የሚጾሙ ሰዎች አሉ። በዛ ልክ ሲታይ እስከ ዘጠኝ ሰዓት እስከ አስራ ሁለት ሰዓት ብዙ አልቆየም ግን ብዙዎቹን ዛሞች እዞማለሁ። እስከ ስድስት ሰዓት ቢበዛ እስከ ሰባት ሰዓት ባለው ጊዜ ውስጥ ነው ማለት ነው። ከዛ በኋላ አልችልም። ብዙዎቹን ዞሞችን ዞሞ ጾሙ። እስከ ስድስት እስከ ሰባት ሰዓት ማለት ነው እና ጠቅላይ

ሳንቲም ትቆጥባለህ ወይ ነው? አዎ ሳንቲም ለመቆጠብ ጥረት አደርጋለሁ። ለምን ወደፊት ማሳካት የምፈልጋቸው የተለያዩ ህልሞች አሉኝ። እነዛን ለማሳካት ደግሞ ግዴታ መቆጠብ ትክክለኛውን እና መቆጠብ ግዴታ ነው የሚሆነው። ስለዚህ በተቻለ መጠን ሳንቲሞችን ለመቆጠብ ጥረት አደርጋለሁ ምክንያት እንዳይኖር ወይንም ከሚያስፈልገኝ ነገር በላይ ውጪ ሳላወጣ ለመቆጠብ እሞክራለሁ። እንደዛ ደሞ ቆጥቤ ከዚህ በፊትም ያሳካኋቸው አሉ ወደፊትም ለማሳካት ተመሳሳይ ሳንቲሞችን እቆጥባለሁ

የምሳረፍተው ምን ያህል ጊዜ ነው የሚለው? በዋናነት የምሳረፍቴ አንድ ሰዓት ነው። እሱም ሰዓት የሚሆነው ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል ያለው ጊዜ ነው የምሳ እረፍቴ እኔ። ስድስት ሰዓት ተኩል ከስራ እወጣለሁ። ከስራ ወደ ቤት እመልሳለሁ ምሳ እበላለሁ። ሰባት ሰዓት ተኩል አሁንም እናደርጋለሁ ከቤት ወጥቼ ወደ ስራ የሚሄድበት ጊዜ ነው የሚሆነው። ስለዚህ የምሳ እረፍቴ እኔ የምሰራበት ተቋም ውስጥ በቀን ውስጥ አንድ ሰዓት የምሳ እረፍት ነው ያለኝ ያቺን ሰዓት ተጠቅሜ ስራ ሰዓት የቻለው ሻልሻል ሸራርፍ ምሳይን ጨርሼ የምጓዝበት ወይንም ወደ ስራ የምጓዝበት ሁኔታ ነው የሚፈጠረው ስለዚህ የምሳ እረፍቴ አንድ ሰዓት ነው።

በቀን ስንት ሰዓት ስልክ ትጠቀማለህ? ነው የሚለው በቀን ውስጥ በአማካይ ሶስት ሰዓት አካባቢ ስልክ እጠቀማለሁ። በተለይ በተለይ ከስራ መልስ ምናልባትም ማታ ላይ ከመተኛቴ ከሁለት ሰዓት እስከ አራት ሰዓት ያለውን ጊዜ በዋናነት፤ ስልኬ ላይ ምን አዳዲስ መረጃዎች አሉ ብዬ፤ የተለያዩ ማህበራዊ መገናኛ ዘዴዎቼን ወይንም የተለያዩ ድራ ገጾችን፤ ለመ ለማንበብ እሞክራለሁ፤ ስለዚህ ስልኬን እጠቀማለሁ በዛ ቀን ላይ በአቭሬጅ በስራ መሃል በስራ መሃል እና አምሳ ሰዓት ላይ የተወሰኑ ሰአቶች ስለምትጠቀም፤ በቀን ውስጥ ሶስት ሰዓት ስልኬን እጠቀማለሁ ማለት ነው ለተለያዩ አገልግሎቶች።

ልብስ በእጅ ታጥባለህ ወይ ነው? አዎ ልብስ በእጄ ነው የማጥበው የልብስ ማጣቢያ ማሹን ስለሌለኝ። ልብስ በእጄ ነው የማጥበው የኔንም የልጆቼንም ልብስ በእጄ ነው የማጥበው በዋናነት። ንፁህና ጽዱ የሚሆኑትን በእኔ አመለካከት በተለያዩ ማሽኖች ተጠቅመን ልብሶቻችን ከምናሳጥብ ይልቅ በእጅ ማጠብ አርካሚም ቢሆንም ወይንም ትልቅ ሰራቢውንም እንደ አጠቃላይ በእጅ ማጠብ። ጥሩ ነው ብዬ አስባለሁ። ስለዚህ እኔ የማጥበው ልብሶቼን በእጅ ነው ማለት ነው። የጤናዬንም ይሁን የቤተሰቦቼን የልጄንም የባለቤቴንም ልብስ ማጥብ ከሆነ ብዙ ጊዜ በእጅ ማጠብን እመጣለሁ ማለት ነው። ልብስ በእጅ ታድባለህ? አዎ በጣም በተደጋጋሚና በደንብ በእጅ አጥባለሁ

በገበያ ዋጋ መደራደር ትችላለህ ወይ ነው፤ አዎ፣ በገበያ ውስጥ ዋጋ መደራደር እችላለሁ፤ ሰው መደራደር አለበትም ብዬ በደንብ እጠቆማለሁ፤ ለምን ቢባል ብዙዎቹ የኛ በተለይ እኛ የምንኖርበት አካባቢ ላይ ያለው የገበያ መንገድ በቀልበ በመደራደር መደራደር መሰረት ያደረገ ዋጋ ነው ሻጩም ነጋዴ ገዢውም የሚያስቀምጡት። ስለዚህ በገበያ መደራደር አስፈላጊ ነው፤ በጣም ተደራዳሪ ከሚባሉት ሰዎች መካከል ነኝ። ስለዚህ በደንብ በደንብ መደራደር የምችል ነኝ ወይንም ገበያ ውስጥ ያለውን መደራደር አስቤ እና አውቄ በደንብ መደራደር አይነት ሰው ነኝ ወይንም መደራደር እችላለሁ ብዬ መናገር እችላለሁ።

ገንፎ ትበላለህ ወይ? የሚለው ይሄኛው ደግሞ ገንፎ ያው ሁል ጊዜም ባይሆንም አልፎ አልፎ አልፎ ገንፎ እበላለሁ በተለይ በተለይ ቁርስ ላይ ቤት ውስጥ የሚዘጋጁ ገንፎች አሉ በደንብ በጣም ጣፋጭ ሆኖ የሚዘጋጁ ገንፎች እነሱን ገንፎች ለመጠቀም እሞክራለሁ ስለዚህ ሁሌ ባይሆንም አልፎ አልፎ ገንፎ እበላለሁ። በተለይ በተለይ ቤት ውስጥ የሚዘጋጁና በደንብ ምንም አይነት ስጋት የሌለባቸው ከዱቄቱ ጋር በተያያዘ ያሉ ገንፎችን እንደዛ አይነት ገንፎችን ለመብላት እሞክራለሁ ማለት ነው

ቃልህን ትጠብቃለህ? አዎ ቃሌን ለመጠበቅ እሞክራለሁ ብዙ ጊዜ ቃል አልገባም። በጣም ለውስን ሰዎች ነው ቃል ምገባው። ቃልም ስገባ አስቤበት ስለሆነ ምገባው በዋናነት። ቃሌን ለመጠበቅ ጥረት አደርጋለሁ ቃሌን ለመጠበቅ ጥረት አደርጋለሁ። ለምን? ያሉት ከሚጠፋ የወለዱት ይጥፋ ሚባል አባባል አለ። በሀገራችን ስለዚህ የአንድ ሰው መጀመሪያ ካልቻለ የማይችል ከሆነ ቃል አለመግባት እንጂ ቃል ከገባው በኋላ ቃልን ማጠፍ ተገቢ ስላልሆነ ቃል መጠበቅ አለበት ከሚሉት ወገን ነኝ። ቃል ከገባውም በእያንዳንዷ እንቅስቃሴ ቃል ለገባሁለት ሰው ቃሌን እጠብቃለሁ ወይንም ቃሌን እፈጽማለሁ ማለት ነው

ጢም ታቆያለህ ወይ? ለሚለው መነሻ ሀሳቡ ጢም ብዙ አላቆይም እንደው ቢበዛ አንድ ሳምንት ወይንም አስር ቀን በላይ እንዲቆይ አልፈልግም። ለምን? ጺም ሲያድግ በራሱ ውስጤ ላይ በተለይ እኔን ደስ የማይለኝ ሁኔታ ነው ያለው ወይንም ውስጤ ላይ ብዙ ሰላም አይሰጠኝም ስለዚህ ምንድነው የማደርገው በተቻለ መጠን። ጺሜ ከሳምንት ወይንም ከአስር ቀን እንዳይበልጥ አድርጌ በዛ ጊዜ ውስጥ ጺሜን ለመስተካከል እሞክራለሁ ወይንም ጺሜን እቆረጠዋለሁ ስለዚህ ብዙም ከሚያቆዩት ወገን አይደለሁም። ጺም በጣም በአጭር ጊዜ ውስጥ ወይንም ቶሎ ቶሎ ከሚቆረጡት ሰዎች መካከል ነኝ ማለት ነው።

የሽያጭ ግቦች አሉ ወይ? አዎ የሽያጭ ግቦች አሉኝ። ለምን እያንዳንዱ ሽያጭ ራሱ የሆነ ግብ አለው እንደሚታወቀው። ስን ሽጥ ያለምንም ግብ ወይንም ያለምንም አላማ አይደለም። ስለዚህ ስሸጥ የተለያዩ ግቦች አሉኝ። ወይንም አንድ ነገር በሚሸጥበት ጊዜ የሆነ ለሆነ አላማ ወይንም ለሆነ ግብ አዘጋጅቼ ነው ሽያጩን የማከናውነው። ከዛ ውጭ ሽያጫችንን ከሆኑ ያለምንም ግብ ከሆነ የሸጥነው እቃ በራሱ ወይም የሸጥነው ነገር ውጤታማ አይሆንም። ስለዚህ ሽያጮችን በማከናውንበት ሰዓት ግብ ወይንም አላማዬ ስለማከናውን፤ ብዙ ጊዜ ሽያጮችን የማከናውኖ መጀመሪያ አላማዎቼን፤ ወይንም ግቦቼን ካስቀመጥኩ በኋላ ነው ማለት። ነው ስለዚህ የሽያጭ ግቦች አሉኝ።

የቤት እንስሳ አለህ ወይ ነው የሚለው የቤት እንስሳ? ብዙ ባይሆኑም አሉኝ በተለይ በተለይ ድመት ድመት እወዳለሁ ድመት እንዲኖረኝ እፈልጋለሁ። ብዙ ጊዜ ለምን ድመት ከብዙ ነገሮች። ቤታችንን ስለሚጠብቅ ከቤት እንስሳወች ውስጥ ድመት አለኝ። ከበቤተሰብ ደረጃም ድመት ነው እንደ ቤት እንስሳ ቆጥረው የማያቸው ስለዚህ እኔም ያንን ነው ልምድ ያስቀጠልኩት ማለት ነው። ሌሎች የቤት እንስሳዎች ባይኖሩኝም ልክ እንደ ውሻ አይነት የቤት እንስሳዎች ድመት አለኝ በዋናነት። ድመት ብዙ ጊዜ ከጎን አይጠፉም ወይንም ድመቶችን ለብዙ ጊዜ። እንደ ቤት እንስሳ ወስጀ ማረባቸው ናቸው

በስራ ስንት ጥሪ ታደርጋለህ ነው የሚለው? በስራ እስከ ሶስት ጊዜ ጥሪ አደርጋለሁ በዋናነት። ምናልባት በመጀመሪያው በሁለተኛው ጥሪ ሰው መረጃ ላይኖረው ይችላል ብዬ ስለማስብ እስከ ሶስት ጊዜ እስከ ሶስት ጊዜ በስራ ጥሪ ለማድረግ እሞክራለሁ። ምናልባት እንደ እውነቶችም እንዳለው ሰውም ታስታውቂ ከሶስት ጊዜ በላይም ጥሪ ላደርግ እችላለሁ። በዋናነት ግን በትንሹ በትንሹ ሶስት ጊዜ ጥሪ አደርጋለሁ። እንደየሁነቶች ግን ከሶስት ጊዜ በላይም ጥሪ የማደርግበት ሁኔታ ይኖራል ማለት ነው።

ምን ያህል ጊዜ መጽሐፍ ታነባለህ ነው የሚለው? በቀን ውስጥ በትንሹ ከሰላሳ ደቂቃ እስከ አንድ ሰዓት ውስጥ አንድ መጽሐፍ ለማንበብ እሞክራለሁ በተቻለ መጠን በየትኛውም አካባቢ ልሁን። በቀን ውስጥ ከ ምንድነው ከ ከ ከትምህርት ውጪ ያሉ መጽሐፍቶችን ከሰላሳ ደቂቃ እስከ አንድ ሰዓት ለማንበብ እሞክራለሁኝ። በተለይ በተለይ የሳምንቱ እረፍት ቀናቶች ቅዳሜና እሁድ በሚሆኑበት ጊዜ ደግሞ መጽሐፍ ማንበቢያዊ ጊዜን ከፍ አድርጌ በቀን ውስጥ ሁለት ሰዓት ሶስት ሰዓት የማነብበት ሁኔታ ይኖራል ማለት ነው። ስለዚህ መጽሐፍቶችን በቀን ውስጥ ቢያንስ ቢያንስ ሰላሳ ደቂቃ ወይም አንድ ሰዓት አነባለሁ

ማታ ምን አይነት ድምጽ ትሰማለህ ነው የሚለው? ማታ ማታ ብዙ ጊዜ ውሻዎች ይኖራሉ በእኛ አካባቢ ስለዚህ ብዙ ጊዜ የምሰማው ድምጽ የውሻዎችን ድምጽ ነው የሚሆነው በጣም ብዙ ውሻዎች በጋራ ሆኖ ሲጮሁ እሰማለሁ ወይንም አንዳንድ ውሾች ብቻቸውን ሲሆኑ እሰማለሁኝ። ከዛም በተጨማሪ ጅቦች ጅቦችን ድምጽም በተመሳሳይ ማታ ማታ ሁሌ ባይሆንም አልፎ አልፎ የጅቦችን ድምጽም እሰማለሁ ማለት ነው። ስለዚህ ማታ ማታ በዋናነት የውሻና የ የጅብ ድምጽ እሰማለሁ

መተግበሪያዎችን ታወርዳለህ ወይ? ነው አዎ ብዙ መተግበሪያዎችን አወርዳለሁ። በስልኬም ወይንም በላፕቶፔም የተለያዩ አይነት መተግበሪያዎችን አወርዳለሁ። ለስራ የሚያግዙኝ መተግበሪያዎች ይኖራሉ፤ ወይንም ህይወቴን የሚያቀሉልኝ በተግባሬዎች ይኖራሉ። ከዚህም በተጨማሪ ለመዝናኛ የሚያገለግሉኝ የተለያዩ አይነት አማራጭ የሆኑ መተግበሪያዎች ስለሚኖሩ፤ ብዙ ጊዜ ለትምህርትም ለመዝናኛ አማራጭ ተብሎ የተዘጋጁ፤ መተግባራዎችን ከተለያዩ ምንጮች ከተለያዩ ወይንም ተግባራዊ ማውረጃ ምንጮች አወርዳለሁ ማለት ነው።

ጭንቀት ሲሰማ ምን ታደርጋለህ ነው? የመጀመሪያው ነገር የማደርገው ጭንቀት ሲሰማኝ ምንድነው ወደ መንፈሳዊ ቦታዎች መየን ነው? መንፈሳዊ ቦታዎች ላይ ሄጄ ራሴን ለማጽናናት ነው። ጠራት የማደርገው ወይንም መንፈሳዊ ቦታዎች ላይ በማሳለፍ ጭንቃቴን እንዲቀንስ አደርጋለሁ። ከዚህ በተጨማሪ የተለያዩ የመዝናኛ መንገዶችን በመጠቀም ጭንቀቴን ለመቀነስ እሞክራለሁ። ከዚህ በተጨማሪ ከጓደኞቼ ጋር ከቤተሰቦቼ ጋር ጊዜን በማሳለፍ እና ሀሳቤን በመጋራት ጭንቀት ሲሰማኝ እንደዚህ አይነት ነገሮችን አደርጋለሁ። ማለት ነው

ከፀሀይ እንዴት ትጠበቃለህ? ነው የሚለው ከፀሀይ በተለያየ መንገድ ለመጠበቅ ነው ጥረት የማደርገው አንደኛው መንገድ ምንድነው በተቻለ መጠን ግዴታ ካልሆነብኝ ፀሀይ የሚሆንበት ሰዓት ከቤት ባለመውጣት ወይም ከስራ ቦታ ባለመውጣት፣ መውጣት ካለብኝ ደግሞ ከላይ ኮፍያ በመጨመር ወይንም ጥላ ጥላዎችን በመያዝ ከፀሀይ ራሴን እጠብቃለሁ ወይንም በፀሀይ መከወን ያለብኝን ነገሮች ራሴን በማይጎዳ መልኩ ጥላዎችን፣ ኮፍያዎችን በመጠቀም ከፀሀይ ራሴን በእንደዚ አይነት መልኩ እጠብቃለሁ ማለት ነው።

ጠዋት ምን ትበላለህ ለሚለው ጠዋት ብዙ ጊዜ የምበላቸው ምን አይነት ምግቦች ናቸው ቀለል ያሉ ምግቦች፣ የማያስቸግሩ ምግቦች ወይንም ለመብላት የማይቀበሉ ምግቦች ይኖራሉ፤ ለምሳሌ ዳቦ በማርማራታ፣ ዳቦ በሻይ አይነት ውሎዬን የማያከብዱኝ ወይንም ውሎዬን የማያስቸግሩኝ አይነት ምግቦችን ነው የምበላው፤ ከበድ ያሉ ምግቦችን እና ቀን ላይ ሊረብሹኝ የሚችሎችን ምግቦች በዋናነት ጠዋት ላይ የማልመገብበት ሁኔታ ነው ያለ፤ ስለዚህ ጠዋት እምበላው ብዙ ጊዜ ዳቦና ከዳቦ ጋር ተያያዥ የሆኑ ምግቦችን ነው ማለት ነው።

የምትወደው መክሰስ ምንድነው? ሆኖ የሚለው የምወደው መክሰስ ብዙ ጊዜ ከእንጀራ ጋር የተያዙ ምግቦችን እንወደው ማለት ቀለል ብለው በእንጀራ የተሰሩ ምግቦች ልክ ልክ እንጀራ ፍርፍር። ወይንም ደግሞ ከእንጀራ ጋር በተያያዙ የሚሰሩ እንጀራ በሽሮወጥ እንደዚህ እንደዚህ አይነት ምግቦች ቀለል በያሉ ምግቦች ስለሆኑ በዋናነት እንዲህ አላነከም ምግቦችን ወይም እንጀራ በውጤው ምግቦችን መክሰስ ላይ። እወዳለሁ ማለት ነው

ስራ ግምገማ ታደርጋለሁኝ ታደርጋለሁኝ አዎ የስራ ግምገማ አደርጋለሁኝ ወይንም እደረጋለሁ። ለምን የእያንዳንዱ ሰው መገምገም አለበት ብዬ አስባለሁ። ጥሩ የሚስራ መጥፎ ጥሩ የሚሰራ ከሆነ መበረታታት አለበት። መጥፎ የሚሰራ ከሆነ ደግሞ የሚሰራውን ስራ ማስተካከል ወይንም ወደፊት በደንብ የተስተካከሉ ነገሮችን መስራት ስለሚኖርበት። በተቻለ መጠን የስራ ግምጋማ እደረጋለሁም የስራ ግምጋማ ሰዎችንም ከበጋራ መሆን ከሰዎች ጋር አደርጋለሁ ማለት ነው

ታሪክ መንገድ ትወዳለህ ወይ? አዎ ታሪክ መንገድ እወዳለሁ በዋናነት ለምን ታሪክ አንዱ አካላችን ነው ብዬ አስባለሁ። ጥሩም ይሁን መጥፎ ታሪክ። ታሪክ መነገር አለበት ለቀጣዩ ትውልድ ለምን መጥፎ ከሆነ ያ ትውልድ መድገም የለበትም ጥሩ ከሆነ ደግሞ ያ ትውልድ ከዛ የሚማራቸው ነገሮች ይኖራሉ ማለት ነው። ለዚህ በተቻለ መጠን እኔ አሳለፍኳቸውም ይሁን ከእኔ በፊት የነበሩ ሰዎች ያሳለፏቸውን ታሪኮች። ለልጆቼም ወይንም ከእኔ እድሜ በታች ይችላሉ ሰዎችም እነግራለሁ። ወይንም ታሪክ መንገር እወዳለሁ ማለት ነው።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ሆኖ በዋናነት የተለየ አስገዳጅ ጉዳይ ከሌለኝና ስራ ከሌለኝ ከቤት ውስጥ መሆኑን እመርጣለሁ ለምን ቤታችን ለብዙ ነገር መሸፈኛችን ስለሆነ ማለት ነው። ቤት ውስጥ ከልጆች ጋር ጊዜ ማሳለፍ ከሌሎች ቤተሰቦች ጋር ጊዜ ማሳለፍ እና ሀሳብን መጋራት ቤት ውስጥ የሚሰራውን ስራዎችን መስራት ወይንም መከወን ከሚወዱ ሰዎች መካከል ነው። ስለዚህ ግዴታ ካልሆነ መውጣት አልፈልግም ቤት ውስጥ መሆንን እመርጣለሁ ማለት ነው።

የስራ ምኞቶችህ ምንድን ናቸው? ለሚለው የስራ ምኞቶቼ ብዙ ናቸው በተለይ በተለይ አሁን ላይ የምሰራው ስራ ዋናው የምፈልገው ስራ ስለነበረ። የምሰራውን ስራ ከፍ ማድረግ ወይንም አቅሜን በስልጠና በተለያዩ ነገሮች ከፍ አድርጌ። ስራዬን አሁን ያለሁበትን ስራ ወደተሻለ ደረጃ መለወጥ ከፍ ወዳለ ደረጃ መቀየር። አንደኛው የስራ ምኞቴን ወይንም መከወን የምፈልገው ስራ ነው ማለት ነው። ስለዚህ የስራ ምኞቴ አንዱ ይሄ ነው

የድምጽ መልእክት ትልካለህ? ወይ አዎ በዚህ በኩል ጥሩ ልምድ አለኝ በተለይ ሰዎችን ደውሎ ከማስቸገር ይልቅ በሚመቻቸው ሰዓት እንዲያዩት ወይንም እንዲሰሙት የድምጽ መልእክቶችን የተለያዩ መተግበሪያዎችን ተጠቅሜ መላክ እወዳለሁኝ። ሰዎችን ብዙ ጊዜ ይወዱታል ለምን ስልክ የሚደወልባቸው ሰዓት ላይም በማይመቻቸው ሰዓትም ሆኖ ተቸግረው ሊያነሱት ይችላሉ። ግን የድምጽ መልእክቱን መጻብ የሆኑበት ሰዓት አይተው ምላሽ የሚሰጡበት ሁኔታ ስለሚኖረው የድምጽ መልእክት መላክ። ድምጽ መልእክት እልካለሁ ብዙኛው

ቀልድ መናገር ትወዳለህ? አሁን ብዙ ጊዜ ቀልድ መናገር እወዳለሁ ለምን ሁሉንም ነገር ቁም ነገር ካደረግነው ህይወት ራሱ ትንሽ አስቸጋሪ ስለሚሆን። አንዳንድ ቦታዎች ላይ መቀለድ ያለብን ቦታዎች ላይ ቀልድ መናገር እወዳለሁ ግን ቦታ መምረጥ አለብን ብዬ አስባለሁ። ቀልድ ስንናገር ሰዎቹን የሚመጥን ያን ሰው ሊረዳው በሚችል አግባብ መሆን አለበት። ስለዚህ ቀልድ መናገር ትወዳለህ? አዎ ቀልድ መናገር እወዳለሁ ማለት ነው

በሰአት የምትደርስ ሰው ነህ? አዎ በሰአት በሰአት የምደርስ ሰው ነኝ ከሰው ጋር ፕሮግራም ቀጠሮ ከያዝኩኝ በዛ ሰዓት እንዲሆን ቀደም ብዬ ለመድረስ እሞክራለሁ። በትንሹ ከአምስት ደቂቃ በፊት ለመድረስ እሞክራለሁኝ ሰዎችም እንደዛ እንዲሆኑ እፈልጋለሁ። በነገራችን ላይ ከዛ በኋላ አንዴ ከዛ ሰው ጋር ቀጠሮ ይሄ በሰአቱ ካልመጣ ከዛ ሰው ጋር ቀጠሮ መያዝ አልፈልግም። ስለዚህ ብዙ ጊዜ በሰአት የምደርሰው ቀጠሮ ካለኝ ከሰአቱም ቀደም ብዬ ደርሼ ሰዓቱ በሰአቱ ሲደርስ ሰውዬ ጉዳዩንም ከውን ይሆናል ማለት ነው። ስለዚህ በሰአት የምደርስ አይነት ሰው ነኝ

የምታስታውሰው ጥሩ መምህር አለ? አዎ የማስታውሰው ጥሩ መምህር አለ። በተለይ በተለይ አስራ አንደኛ ክፍል፤ አስራ ሁለተኛ ክፍል ሳለው ፊዚክስ የሚባል ትምህርትን ያስተማረን አንድ ዘርሁን የሚባል ሰው አለ። እሱን በጣም በህይወቴ ከማረሳቸው ሰዎች መካከል አንዱ ነው አስተማሪዎች መካከል አንድ ነው። ለምን ትምህርቱን ደስ በሚል ሁኔታ ለሰው የሚረዳ መልኩ ነው ገብቶትም ነው የሚያስተምረው። ስለዚህ የማስታውሰው ጥሩ መምህር አንደኛው ዛሬ ይሁን ይባላል።

የጠዋት ወይስ የማታ ሰው ነህ ነው ብዙ ጊዜ እኔ የጠዋት ሰው ነኝ? ምንድነው ማታ ቶሎ መተኛት ነው የምፈልገው። በጠዋት ግን በጠዋት ቀድሜ መነሳት እፈልጋለሁ። የምከውናቸውንም ጉዳዮችን በጠዋት ተነስቼ በጠዋት መከወን ነው የምፈልገው። ስለዚህ በዋናነት የጠዋት ወይስ የማታ ሰው ነው የሚለው? የጠዋት ሰው ነኝ። ማታ ብዙ ጊዜ አልገኝም በጊዜ ነው የምተኛው። ጠዋት ግን በየትኛውም ሰዓት የምፈልገው ሰዓት ተነስቼ ስራዎቼን መከወን የምችል አይነት ሰው ነኝ። ማለት ነው

ምን አይነት ስልክ ትጠቀማለህ ነው የሚለው፤ ብዙ ጊዜ የምጠቀመው ስልክ ተች የሚባለው አይነት በተለምዶ ስማርት ብለን የምንጠራው አይነት ስልክ አይነት ነው፤ ለምን ለብዙ ነገሮች ስለሚያገለግልም ማለት ነው፤ የተለያዩ ማህበራዊ መገናኛ ዘዴዎችን ለመጠቀም፣ የምትፈልጋቸውን ነገሮች ከስራ ጋር የተያዙ ነገሮች ከሰው ጋር ለመላላክ፣ ከሰው ጋርም የድምጽ መልእክቶችን ለመቀያየር፣ የምስል መልእክቶችን ለመቀያየር፣ የጽሁፍ ምርቶችን ለመቀየር፣ ቀላል ስለሆኑ የምጠቀማቸው ስልኮች እነዚህን የሚያሟሉ ስልኮች ናቸው ማለት ነው በዋናነት።

ከአለቃ ጋር ግንኙነት እንዴት ነው? ከአለቃዬ ጋር ጥሩ ግንኙነት ነው ያለኝ። ለምን አንድ ሰው ስራውን አክብሮ እስከሰራ ድረስ አለቃው በምንም መልኩ ለዛ ሰው ምንም አይነት ተጽኖ ማሳደር አይችልም። ስለዚህ ስራዬን አክብሬ ነው የምሰራው፤ በሰአት ነው የምገባው፤ በሰአት ነው የምወጣው፤ ደንበኞቼን በስራአት ነው የማስተናገደው፤ የሚፈልጉትን አገልግሎት በሰአት ነው የምትሰጠው፤ ስለዚህ ከአለቃዬ ጋር የሚኖረኝ ግንኙነት እኔ በምሰራው ስራ የተመሰረተ ስለሆነ ጥሩ ግንኙነት ነው ያለው፤ እሱንም ወደፊት ለማስቀጠል ጥረት አደርጋለሁ ማለት ነው።

ቅሬታዎችን እንዴት ታስተናግዳለህ ነው? ቅሬታዎችን በተለያየ መልኩ አስተናግዳለሁ አንደኛውም የማስተናግድበት መንገድ ምንድነው ሰዎችን ቅሬታቸውን እጠይቃቸዋለሁ ምንድነው ቅሬታቸው ብዬ እጠይቃለሁ። ከዛ በኋላ ያንቀረታቸውን ይዤ በተቻለ መጠን ከሚጠበቀው ከሌላው ወገን ጋር ሁኘ ቅሬታዎችን ለማስተናገድ እሞክራለሁ። ከዛ ውጪ ደግሞ በተለያየ መንገድ የመጡትን ቅሬታዎች ተቀብዬ እነሱን ቅሬታዎችም ከተገቢው ሰው ጋር ተነጋግሬ መፍትሄ የምሰጥበት ሁኔታ ይኖራል ማለት ነው። ስለዚህ ቅሬታዎችን በዚህ መልኩ አስተናግዳለሁ

በበጋ ወቅት ምን ታደርጋለህ ነ፤ ብዙ ጊዜ በበ በበጋ ወቅት ብዙ ስራዎችን እንከወናለን፤ ከምንከወናቸው ስራዎች መካከል ብዙ ብዙ ስራዎችን ለመከወን በጋ ወቅት ጥሩ ነው ብዬ አስባለሁኝ፤ ለምን ደረቅ ወቅት ነው፤ ከቦታ ቦታ ያለምንም እረብሻ መንቀሳቀስ ስለምንችል በበጋ ወቅት ማከናወናቸው መደበኛ ስራዎች አሉ። ከዛ በተጨማሪ ደግሞ በደረቅ ወቅት መሰራት የሚገባቸው ስራዎች አሉ ወይም በበጋ ወቅት ሚስጥሩ ስራዎች አሉ ለምሳሌ የምንሰራቸው ህንፃዎች ካሉ፣ ግንባታዎች ካሉ፣ መንገዶች ካሉ ብዙ ጊዜ በሚሳተፍባቸው ስራዎች በበጋ ወቅት ነው የሚከወኑት፤ እነዚህን ስራዎችን እሰራለሁ ማለት ነው።

በምን ሰዓት ትተኛለህ? የሚለው ብዙ ጊዜ የማታ ሰው አይደለሁም የጠዋት ሰው ነኝ ብያለሁ ከዚህ በፊት ስለዚህ ብዙ ጊዜ የምተኛው ከሶስት ሰዓት እስከ አራት ሰዓት ባለው ነው። በጣም ከፍ ቢል ከአራት ሰዓት አላልፍም ከዛ ውጪ ደግሞ ሶስት ሰዓት ጀምሬ ነው የምተኘው። በዚህም ምክንያቴ አንደኛ በጧት ነው የምንሳው ሁለተኛ ቀን ላይ ምንም አይነት እረፍት አይኖረኝም ስለዚህ ብዙ ጊዜ የምተኘው ሶስት ሰዓት ወይንም አራት ሰዓት አካባቢ እተኛለሁ። ከዛ በኋላ ቀደም ብዬ በምፈልገው ሰዓት መነሳት እችላለሁ ማለት ነው

በፍጥነት መተየብ ትችላለህ? አዎ በፍጥነት መተየብ እችላለሁ። በተለይ በተለይ የእንግሊዘኛ ፊደላቶችን በጣም በፍጥነት ነው መተየብ የምችለው። ከአማርኛ ይልቅ በተቻለው ሁኔታ በተቻለው ሁኔታ እንግሊዘኛ ፊደሮችን መተየብ እችላለሁ። በተለይ ስልኬም ላይ የሚሉን ላይ ማለት ነው። ከዚህ በተጋራኒ ግን አማርኛ ፊደሎችን በእንግሊዘኛ ፊደሎች በምትጠይብበት ፍጥነት መተየብ አልችልም። ስለዚህ የእንግሊዘኛ ፊደሎች በደንብ ፍጥነት መተየብ እችላለሁ

የትኛው እጅ ትጽፋለህ ነው የሚለው፤ በዋናነት የምትጽፈው በቀኝ እጄን የሚሆነው ለምን የምበላውም ብዙ ስራዎችንም የማከናውነው በቀኝ እጄ ስለሆነ፤ ለመጻፍም የምጠቀምበት በዋናነት ቀኝ እጄ ነው፤ በግራ እጄ ሙሉ በሙሉ መጻፍ አልችልም። ስለዚህ በዋናነት የተለያዩ ደብተር ላይም ይሁን የተለያዩ መማሪያ ወረቀቶች ላይ የምጽፈው ብዙ ጊዜ በቀኝ እጄ ነው ማለት ነው።

እሱ የትኛውን የቀኑን ሰዓት ትወዳለህ የሚለው? በዋናነት የምወደው የቀኑን ሰዓት በብዛት ከጠዋት ያለውን ሰዓት ነው። ከሁለት ሰዓት እስከ አራት ሰዓት ያለውን ሰዓት በጣም ነው የምወደው። ለምን? ብዙ ስራዎችን የምንጀምርበት ሰዓት ነው ወይንም ብዙ ብዙ ነገሮችን የምንፈጽምበት ሰዓት ስለሆነ። ቀኑን በተነቃቃ መንፈስ የምንጀምረውም ስለሆነ። በዋናነት የቀኑን ሰዓት የምወደው ከሁለት ሰዓት እስከ አራት ሰዓት ያለውን ሰዓት ነው ማለት ነው

መብራት ሲቋረጥ ምን ታደርጋለህ ነው አማራጭ መንገዶችን ለመጠቀም ነው የምሞከረው አማራጭ መንገዶችን ለመጠቀም ማለት ምንድነው? ከመብራት የማገኘውን ነገር ወደ ሌላ ነገር እቀይራለሁ ለምሳሌ ብርሃን ከሆነ ሻማ እጠቀማለሁ የተለያዩ ባትሪዎችን እጠቀማለሁ የማበስልም ከሆነ ከመብራት የማገኘውን ነገር ወደ ከሰል ወይንም ወደ እንጨት እቀይራለሁ ማለት ነው። ስለዚህ መብራት ሲቋረጥ በእነዚህን ነገሮች እከውናለሁ ማለት ነው። በዋናነት

ስነ ጥበብ ትወዳለህ ወይ ነው? አዎ ስነ ጥበብ ዘርፋ ብዙ ነው እንደሚታወቀው ስነ ጥበብ በጣም ነው የምወደው። ለምን እንደ አንድ የመዝናኛ መንገዴ ነው። በነገራችን ላይ ስነጥበብ ለምሳሌ ስዕልን መውሰድ እንችላለን ሙዚቃን መውሰድ እንችላለን እነዚህ ሁሉ የመዝናኛ መንገዶች ናቸው። ስለዚህ ስነ ጥበብም በጣም በትልቁ ነው የምወደው እንደ መዝናኛም ነው ጊዜ ማሳለፊያም ነው። ሁለተኛ ብዙ ነገሮችን የምንማርበት ስለሆነ ስነ ጥበብን ከሚወዱት ሰዎች መካከል ነኝ ማለት ነው

ማታ በምን ሰዓት ትመገባለህ ነው የሚለው ማታ በምን ሰዓት ነው የምመገበው በዋናነት ከሁለት ሰዓት እስከ ሶስት ሰዓት ባለው የራአት ሰአቴን ወይንም የምመግብበት ሰዓት ነው የሚሆነው። ለምን ከሁለት ሰዓት እስከ ሶስት ሰዓት የመረጥኩበት ምክንያት አንደኛ ከመተኛቴ ከአንድ ሰዓት በፊት ነው ብዙ ጊዜ እራት የምበላው ከዚህም በተጨማሪ ከልጆች ጋር ጊዜ አሳልፋለሁ ከዛ በኋላ በጋራ ማዕድ የምንቆርሰው ከሁለት ሰዓት እስከ ሶስት ሰዓት ባለው ጊዜ ነው ማለት ነው

መስመር ላይ ቪዲዮ ትመለከታለህ አዎ በጣም በሰፊው ከሚመለከቱት ሰዎች መካከል ነኝ። ላይ እንደሚታወቀው በተለይ የኢንተርኔት የማግኘት እድሉ ካለን ብዙ ጊዜ ቪዲዮዎችን የምናየው በመስመር ላይ ነው። ቀጥታ ነው መስመር ላይ የምናየው ስለዚህ በመስመር ላይ ቪዲዮ ያለው በጣም ብዙ ጊዜ በተለይ ቁም ነገር አዘል አስተማሪ የሆኑ። ቪዲዮዎችን እናም ደግሞ የሚያዝናኑ ቪዲዮዎችን መስመር ላይ ብዙ ጊዜ ከሚመለከቱት ሰዎች መካከል ነኝ ማለት ነው።

ሩዝ ትወዳለህ ወይ ነው? አዎ ሩዝ እወዳለሁ። ሩዝ ግን የምወደው ከእንጀራ ጋር አይደለም ሩዝ በእንጀራ የሚባል ሳይሆን ሩዝ ከዳቦ ጋር ወይንም ሩዝ ብቻውን ብቻውን ምንም አይነት ነገር ሳይጨመርበት ነው የምወደው። ሩዝ በእንጀራ ከሆነ ግን አልወድም በዋናነት ሩዝ ብቻውን ሲበላ ወይንም ሩዝ በዳቦ የሚበላ ከሆነ በጣም ከሚወዱት ሰዎች መካከል ነኝ ማለት ነው።

ቀተር ላይ ምን ትመገባለህ ወይም ምሳ ላይ ምን ትመገባለህ ነው? ቀተር ላይ ብዙ ጊዜ የምመገበው እንጀራ ነው በብዛት ዘጠና አምስት ፐርሰንት አካባቢ የምመገበው እንጀራ ነው የሚሆነው እንጀራ በተለያየ ወጥነው ብዙ ጊዜ ጾም ከሆነ በሽሮ በምስር በክክ ወጥ ከጾም ዉጭ ከሆነ ደግሞ በእንቁላል እንጀራ በእንቁላል ወይንም እንጀራ በስጋ አይነት ምግቦችን እመገባለሁ ስለዚህ እንጀራ በወጥ በተለያዩ አይነት ወጦች ቀተር ላይ ምመገበው ምግብ ነው ማለት ነው። በዋናነት

ኮፍያ ማድረግ ትወዳለሁ ወይ ነው? አዎ ኮፍያ ማድረግ እወዳለሁ። ለምን ኮፍያ ከብዙ ነገር ይከላከልናል ለምሳሌ ከፀሀይ ከፀሀይ ራሳችንን የምንከላከለው በኮፍያ በማድረግ ነው። በተለይ እንደኔ አይነት ፀሀይ በጣም ለሚያስቸግረው ሰው ኮፍያ በጣም ወሳኝ ነው ብዬ ስለማስብ ኮፍያ ማድረግ እወዳለሁ። በተለይ ፀሀይ በሚሆንበት ጊዜ። ቤት ውጭ በምንቀሳቀስበት ጊዜ ወይም መንገድ ላይ በምንቀሳቀስበት ጊዜ ኮፍያ አድርጌ ነው ማለት ነው። ከቦታ ቦታ ለመንቀሳቀስ ጥረት የማደርገው

በየትኛው ቀን ወደ ገበያ ትሄዳለህ ነው? ብዙ ጊዜ በሳምንት አንድ ቀን ነው ወደ ገበያ ሚሄደው ያም ቅዳሜ ቀን ነው። ለምን ቅዳሜ ላይ አንደኛ ከስራ ነፃ የምሆንበት ቀን ነው። ከዛም በተጨማሪ ብዙ አማራጮችን ከተለያየ ቦታ ብዙ አርሶ አደሮችን ሚመጡበት ምርታቸውን ይዘው ነጋዴው በሰፊው እቃዎችን ይዘው የሚገኝበት ስለሆነ ከሁሉም ቀናቶች ሻጩም ገዢውም በጣም በብዛት ስለሚኖር። ቅዳሜ ቅዳሜ ነው በዋናነት በሳምንት አንድ ቀን ነው ወደ ገበያ ሚሄደው ማለት ነው

መብረቅ ፈሪ ነው ወይ? ነው አዎ በጣም መብረቅ ፈሪ ከሚባሉት ውስጥ ነኝ። መፈራትም አለበት ብዬ አስባለሁ ድምፁ በጣም ነው የሚረብሸው። በተለይ በተለይ ዝናብ ወቅቶች ላይ። የሚጥለው መብረቅ ትንሽ ያስፈራል። ስለዚህ መብረቅ ከሚፈሩት ሰዎች መካከል ነኝ። መፍራትም አለብን ብዬ ነው የማስበው። በዋናነት ለምን ብዙ አደጋዎችም ይከሰታል በመቅረብ የመብረቅ ምክንያት እንደዛቶች ይሞታሉ ሰዎች ይሞታሉ። ብዙ ጉዳቶች ስለሚደርሱ መብረቅ መፈራት አለበት። መብረቅም ከሚፈሩት ሰዎች መካከል ነኝ ማለት ነው።

ማደንዘዝ ትወዳለህ ወይ ነው? ማደንዘዝ ብዙ ከሚወዱት ሰዎች መካከል አይደለሁም። ለምን? አንድ ሰው ማዝናናት እንጂ ማደንዘዝ ብዙ ጥሩ ነው ብዬ ስለማላስብ ማለት ነው። ብዙ ይሄ እንደዛ የሚያደርጉ ሰዎችንም አልወድም እኔም ቢደረግብኝ አልወድም። ስለዚህ ከማደንዘዝ ይልቅ ማዝናናት የተሻለ አማራጭ ነው ብዬ ስለማስብ ማደንዘዝን አልወድም። ሰዎችን ባያደርጉት ብዬ ለኔም ለሌላ ሰውም እመክራለሁ ማለት ነው

ኢሜል ትጠቀማለህ ወይ ነው? አዎ ኢሜል በጣም በጣም ነው የምጠቀመው። መልእክቶችን ከጓደኞቼ ጋር ከስራ ባልደረቦቼ ጋር ለመለዋወጥ። ኢሜልን ነው የምጠቀመው። ብዙ የትምህርት እድሎችን ለመሞከር የስራ እድሎችንም ለማግኘት በተመሳሳይ ኢሜል እጠቀማለሁ። ኢሜልም ከበፊት ጀምሮ ከዘጠኝ አስራ አመት ጀመረኝ ተጠቃሚ ነኝ። ስለዚህ ኢሜል በጣም ተጠቃሚ ከሚባሉት ሰዎች ውስጥ ነኝ በቀን ውስጥ ሳልላላክ ምውልባቸው ቀኖች አይኖሩም። ስለዚህ ኢሜል ተጠቃሚ ነኝ ማለት ነው

ስለ ፀጉር ተንቀባቃቢ ተወርዳለህ ነው ወይ ፀጉሬን እወደዋለሁ ግን ብዙ አልንከባከበውም ማለት የሚፈለገውን ቅባቶች ወይንም መታጠቢያ ሻምፖችን በመግዛት ብዙ አልንከባከቡም ግን ፀጉሬን እወደዋለሁ በተፈጥሮ ያገኘሁት ምንም አይነት ነገር መጨመር አልፈልግም። ቀለም መቀባት እንደዚህ አይነት መስተን ነገሮችን አልፈልግም። ፀጉሬን እወደዋለሁ ግን መንከባከቡ ላይ ደካማ ነኝ ወይንም ብዙ ተንከባካቢ የሚባል ሰው አይደለሁም ለፀጉሬ። ስለዚህ ፀጉር ተንገባካቢ የሚባል ሰው አይደለም በዋናነት

መጠበቅ ግድ ነው ወይ ነው? መጠበቅ ጥሩ ነው በተወሰነ ደረጃ ሰውን የተወሰነ መጠበቅ ጥሩ ነው ብዬ አስባለሁ ግን ያ ጊዜ መርዘም የለበትም። በተቻለ መጠን በምንጠብቅበት ጊዜ ብዙ ባይረዝም ብዬ አስባለሁ። በተቻለ መጠን መጠኑን መጠን አድርገን የምንጠብቅበት ጊዜ የተወሰነ ደረጃ ጥሩ ነው ግን የተጋነነ መጠበቅ ደግሞ አስፈላጊ ስለማይሆን። በተወሰነ መጠበቅ ግድ ነው ብዬ አስባለሁ

ወደ ስራ እንዴት ትሄዳለህ? ኖሮ አዎ የስደት ስራ የሚሄደው በጠዋት ነው የምወጣው የምሰራበት ተቋም የመደበው መመላለሻ ትራንስፖርት አለ በዛ የህዝብ ትራንስፖርት አማካኝነት። ከመኖሪያ ቤቴ ወደ ስራ ቦታዬ በጠዋት እገኛለሁ። ያ ያ ትራንስፖርት የሚሰጠው ተሽከርካሪ ሰዓት በመያዝ ማለት ነው። ስለዚህ ወደ ስራ የሚሄደው በዛ መልኩ ነው በጧትና በተመደበልኝ ተሽከርካሪ ተጠቅሜ በደስታ አርጓዛለሁ ማለት ነው

በመስኮት ጎን መቀመጥ ትወዳለህ አዎ በጣም ነው የምወደው። በተለይ ትራንስፖርት ወይንም በምጓዝበት ጊዜ ሽከርካሪዎች በመስኮት ጎን መቀመጥ ነው የምወደው። ለምን በመስኮት ጎን ተቀመጥኩ ማለት ንጹህ አየር እያገኘሁ ነው የምሄድከ ከውጭ። ንጹህ አየር ባገኘሁ ቁጥር ራሴንም እያደስኩኝ ስለሚሄድ ስለዚህ በተቻለ መጠን በመስኮት በተቻለ መጠን በመስኮት ጎን ተቀምጬ ነው ስራዎችን መከወን የምፈልገው ስጓዝም በተመሳሳይ በመስኮት ጎን ተቀምጬ ነው መጓዝ የምፈልገው ማለት ነው።

ዛሬ የአየር ሁኔታው እንዴት ነው ነው የሚለው። ዛሬ ቅዳሜ ነው በዛሬ የአየር ሁኔታው ደስ የሚል ነው በጣም ሞቃትም አልነበረም በጣም የሚያስቸግር አይነት ሞቃትም አልነበረም ቅዝቃዜውም የተጋነነ አልነበረም ስለዚህ ለመንቀሳቀስም ለመስራትም ለመቤት ለመቤት ውስጥ ለመስራት የሚሆን ቢሮ ውስጥ ስራዎችን ለመስራት ገበያ ውስጥ ለመንቀሳቀስ ለተለያዩ አገልግሎቶች ደስ የሚል አየር ነው እኔ በዋልኩበት ከተማ ላይ ወይንም እኔ ባለሁበት ከተማ ላይ የነበረው ወይን አደጋ አይነት ወይንም በጣም ሙቀቱን ያልበዛ ቅዝቃዜውም ያልበዛ አይነት የአየር ሁኔታ ነው ያለው ማለት ነው

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ? አዎ እንደዚህ አይነት ልምዶች አሉኝ። በስልኬም ይሁን በወረቀት ላይ ምን ምን መግዛት እንዳለብኝ ጽፌ ነው የምሄደው። ከነመጠናቸው፤ ከነ ግምት ዋጋቸው፤ ጽፌ እሄዳለሁ። ከዛ በኋላ ሱቁን ላይ ሄጄ አልወዛገብም ወይም ምንድነው መግዛት የፈለኩኝ ብዬ ራሴን ጥያቄ ውስጥ አላስገባም ማለት ነው። ዘርዝሬ ከያዝኳቸው እቃዎች ውስጥ የምፈልጋቸውን አስቀምጥ እና ወደ ገዝቼ እመልሳለሁ ምንም አይነት ነገር መርሳት የሚባል ነገር ሳይኖር ወደ ሱቅ ከመሄዴ በፊት በዝርዝር እጽፌ እሄዳለሁ ማለት ነው።

በልጅነቴ መኖሪያ ቤት ንገረኝ ነው። የልጅነቴ መኖሪያ ቤት። በአጋጣሚ ሆኖ እኔ ሰርግ ቤተሰቦቼ የራሳቸው ቤት በሰሩበት አጋጣሚ ወይንም በሰሩበት ጊዜ ነው። የተወለድኩት ስለዚህ ልጅነቴ ደስ በሚል ሁኔታ ነው ያሳለፍኩት ወይንም ከቤተሰቦቼ ቤት ውስጥ ነው ያሳለፍኩት። እንደፈለኩኝ ግቢው ውስጥ ተጫውቼ ተዝናንቼ የምፈልጋቸውን ድርጊቶች ከውኜ ነው። በልጅነቴ መኖሪያ ቤት። ያሳለፍኩት ወይም የልጅነቴ መኖሪያ ቤት። በተያዘ ማንገር የፈለኩት ይሄንን ነው

በስራ ላይ ምን ተግዳሮት አለ? ነው በስራ ላይ ብዙ ተግዳሮቶች ይኖራሉ በነገራችን ላይ ስራ የምንሰራው ከተለያየ ሰው ጋር ነው። ከተለያየ ደንበኛ ጋር እስከሆነ ድረስ በስራዬ ላይ ብዙ ተግዳሮቶች ያጋጥሙኛል። ለምሳሌ አንዳንድ ሰዎች በቂ መረጃ ይዘው ላይመጡ ይችላሉ፤ የሚፈልጉትን አገልግሎት ለመስጠት ይህ አንደኛው ችግር ነው። ከዛ በተጨማሪ ደግሞ አብረውኝ የሚሰሩ ሰዎች ሞናልባት በጋራ የሚስራ ስራ ከሆነ፤ በሰአቱ ተገኝተው ስራውን ላይሰሩ ስለሚችሉ፤ እንደዚህና መሰል ተግዳሮቶች በስራዬ ላይ ያጋጥሙኛል ማለት ነው ብዙ ጊዜ።

በትምህርት ቤት ጊዜ የምትወደው ትምህርት ምን ነበር ነው? በትምህርት የምወደው ትምህርት ፊዚክስ የሚባል ትምህርት ነበረ በዋናነት እሱን ትምህርት ነው የምወደው። ለምን ብዙ አዳዲስ ነገሮችን እምንማርበት ነበረ ከአንድ ደረጃ ወደ አንድ ደረጃ ከፍ ስንል ማለት ነው። ስለዚህ በተለይ በተለይ እስከ አስራ ሁለተኛው ክፍል ባለው የትምህርት ደረጃ ውስጥ የምወደው የትምህርት አይነት ወይንም የምወደው ትምህርት ፊዚክስ የሚባል የትምህርት አይነት ነበር ማለት ነው

በመንገድ ላይ ምግብ ተገዛለሁ አይ በብዙ ጊዜ በመንገድ ላይ ምግብ አልገዛም። መገዛት ማለት መገዝቶ መበላትም አለበት ብዬ አላስብም። ለምን መንገድ ላይ የምናገኛት መውረድ ከጥራት አኳያ የሚነሳባቸው ችግሮችም አሉ። እንደ ባህላችንም መንገድ ላይ መብላት ብዙ ጊዜ የሚመከርም ወይንም ብዙ አባቶች ባይበላ ብለው ነው የሚናገሩት። ስለዚህ መንገድ ላይ መንገድ ላይ መግዛት ብዙ ጊዜ አልወድኑም ወይም አልገዛም። መንገድ ላይ መብላትም በተመሳሳይ ማለት ነው።

ደብዳቤ መጽሐፍ ትወዳለህ ወይ? አዎ በበፊት በበፊት በተለይ በጣም ደብዳቤ እጽፍ ነበረ ለብዙ ሰዎች ደብዳቤ እጽፍ ነበረ ለጓደኞችም ጭምር ደብዳቤዎችን ለሚፈልጓቸው ሰዎች ጽፍላቸው ነበር። አሁን ላይ ግን ብዙ እንደዚህ አይነት ልምድ የለም። ለምን የተለያዩ ማህበራዊ መገናኛ ዘዴዎች ስላሉ ሰዎችን በቀላሉ ማግኘት እንችላለን። ስለዚህ ለደብዳቤ የሚያበቃ ነገርም ስለማይኖር በፊት ጊዜ ደብዳቤ መጻፍ እወዳለሁ። አሁን ላይ ግን ብዙ ደብዳቤ ሚጽፍ ሰው አደለሁም ማለት ነው

የወተት ተዋጽኦ ትወዳለህ ወይ? ነው የወተት ተዋጽኦ የምንላቸው የተለያዩ አሉ የወተት ተዋጽኦዎችን እወዳለሁ ወተት ራሱን እርጎ አይፍ በዋናነት እነዚህን ሶስቱን እወዳለሁ አለፍ ሲልም ቅቤ ቅቤ በቅቤውም አንደኛው የተወጠው ነው እንደዚህ እወዳለሁ ስለዚህ እንደ አጠቃላይ የወተት ተዋጽኦዎችን ከወተት ጀምሮ እስከ እርጎ አይብ ቅቤ እስከምንላቸው የተለያዩ ተዋጽኦዎችን የምወድበት ሁኔታ ይኖራል ማለትም ስለዚህ የወተት ተዋጽኦ ከሚወዱት ሰዎች መካከል አንዱ ነው ማለት

አይስክሬም ተወዳለህ ወይ ነው? አይስክሬም ብዙ ወዳጅ አይደለሁም በልጅነትም የመብላት እድሉ ብዙ ሰፊ ስላልሆነ ይሆናል አላውቅም። አሁን ላይ ብዙ ስበላ ብዙ ሰላም አይሰጠኝም። ለዉስጤ ምናልባት ለልጆቼ ለህፃናት ለልጆቼ እገዛላችኋለሁ እንጂ አይስክሬም መብላት አልወድም። ወይም አይስክሬም ገዝቼ መጠቀም አልወድም ማለት ነው። እንደ አጠቃላይ ለዚህ አይስክሬም አልወድም።

ስማርት ፎን ትጠቀማለህ አዎ ስማርት ፎን ተጠቀሚ ነኝ ለምን የስራ ፀባይም ከሰዎች ጋር ብዙ መልእክቶችን ስለሚያላልቀኝ ግዴታ ስማርት ፎን መጠገም ግድ ነው የሚሆነው። ሌላኛው ደግሞ ስማርት ፎኖችን የምትጠቀሙ ለስራ የሚጠቅሙ መረጃዎችን ከተለያዩ ደህረ ገጾች እሰበስባለሁ። ስለዚህ በዚህ ጊዜ ከትንሽ ስልክ ወጪ ልክ ስማርት ፎም መጠቀም ግድ ስለሚሆንብኝ። በዋናነት ስማርት ፎር ለነዚህና ለመሰለ አገልግሎቶች እጠቀማለሁ

ቤትህን እንዴት ታየዋለህ ነው? ቤቴ በጣም የኔ ትልቁ ምቾት ሚሰማኝ ቦታ ነው። ወይንም ቤቴ ስሆን ነው። ከሌላው ቦታ ይልቅ ደስ የሚል ስሜት የሚሰማኝ ስለዚህ ቤቴ በጣም ለኔ ትልቅ ነገር ነው። ቤቴ በጣም ምወደው ቦታ ነው። ቤቴ ሰላም የማገኝበት ነው። ቤቴ ነጻነት የማገኝበት ነው። ቤቴ ውስጥ ስሆን ምቾት የሚሰማኝ ነገር ነው ማለት ነው። ስለዚህ ቤቴን በዚህ መልኩ ነው የማየው በተለይ መኖሪያ ቤቴን ማለት ነው

አካል ብቃት እንቅስቃሴ ታደርጋለህ አዎ የአካል ብቃት እንቅስቃሴ አደርጋለሁኝ። በተለይ በተለይ ጠዋት ጠዋት ጠዋት ጠዋት በተለይ ከእንቅልፌ ተነስቼ ለአሥራ አምስት ለሃያ ደቂቃ ያክል የተለያዩ ራሴን ሊያነቃቁ የሚችሉ አካል ብቃት እንቅስቃሴዎችን አደርጋለሁ። ግን እነዛ አካል ብቃት እንቅስቃሴ ምንአልባት የተጠኑ ላይሆን ይችላሉ ወይንም በሳይንስ አዊ ዘዴ የተደገፉ ላይሆን ይችላሉ። ግን ራሴን በሚያዝናና መልኩ አካል ብቃት እንቅስቃሴዎችን በጠዋት በተወሰነ ደረጃ አደርጋለሁ ማለት ነው

በዶቄ መፍጨት ታውቃለህ ወይ ነው እውነት ለመናገር በዶቄ መፍጨት አላውቅም። ለምን ቢባል እድሉን አላገኘሁም ለመፍጨት ከዚህ በፊት ግን ብለምድ ደስ ይለኛል ለምን ነው ሁሉንም ነገር ማወቅ ቀላል ነገር አይደለም ወይንም ሁሉንም ማወቅ መጥፎ ስላልሆነ በዶቄ መፍጨት ባውቅ ደስ ይለኛል ነገር ግን አሁን ላይ የባለኝ ሁኔታ በዶቄ መፍጨት አልችልም ወይንም አላውቅም ማለት ነው

በልጅነትህ የምትወደው ጨዋታ ምን ነበር? ነው በልጅነቴ የምወደው ጨዋታ እግር ኳስ ጨዋታ ነው። ከሰፈር ልጆች ጋር ወይም ከጓደኞቼ ጋር አንድ ላይ በመሆን ሜዳ ላይ ሰብሰብ በማለት የተለያዩ በአቅማችን ዋንጫዎችን በማዘጋጀት ኳስ እንጫወት ነበረ። ያለ እኔ ጥሩ ትዝታ ነው ብዬ ስለማስብ በልጅነቴ ከምወዳቸው ጨዋታዎች እና አሁን ድረስ ከማይረሱኝ ጨዋታዎች እግር ኳስ ነው። ማለት ነው

ዋና ሀላፊነቶች ምንድን ናቸው ነው የሚለው ዋና ሀላፊነቶች በዋናነት ወደ እኔ የምመጣበት ሰዓት እንደኛ ስራዬን በአግባቡ በብቻዬ መስራት ነው ሁለተኛ ደንበኞችን በተለይ የኔ ደንበኞች ተማሪዎች ናቸው ተማሪዎቼን የሚገባቸውን ትምህርት ማስተማር ውጤታቸውን በትክክል መሙላት በትክክል መመዘን እነዚህ ከሚጠበቁብኝ ሀላፊነቶች መካከል ናቸው። ከዚህ በተጨማሪ ወደ ቤተሰብ ስመጣ ቤተሰቤን በስርዓት ማስተዳደር ቤተሰብ የሚፈልጉትን የሚያሟላ የሚያስፈልጋቸውን ነገር እያሟላለሁ ማስተዳደር ካሉብኝ ዋና ዋና ሀላፊነቶች መካከል ናቸው ማለት ነው።

የምትወደው ፊልም ምንድነው? የሚለው የምወደው ፊልም በተለይ ከአማርኛ ፊልሞች ጋር በምንመጣበት ጊዜ ሁለት ፊልሞች አሉ የምወዳቸው። የመጀመሪያው ስስት የሚባል የአማርኛ ፊልም አለ ከጣም በረጅም ጊዜ አመታት በፊት የተሰራ ሁለት ክፍሎች አሉት። ሌላኛው ደግሞ ውሳኔ የሚባል የአማርኛ ፊልም አለ እነዚህን ስስትና ውሳኔ የሚባሉ ፊልሞችን በዋና ነት የምወዳቸው ፊልሞች ናቸው ማለት ነው።

የትኛውን ወቅት ትወዳለህ የሚለው? እኔ በዋናነት የጸደይ ወቅትን ነው የምወደው። የጸደይ ወቅትን ከአራቱ ወቅቶች መካከል አንድ ወቅት ነው ለምን? በዚህ በዚህ በጸደይ ወቅት ውስጥ አካባቢያችን አረንጓዴ ሆኖ ነው የምናገኘው። የትኛውም ቦታ ብንንቀሳቀስ ደስ በሚል አካባቢ ነው የምናየው። ሲደመር ምርቶቻችን በጥሩ መንገድ ሂደዋል አልሄዱም የሚለውን ነገር የምታዘብበት ስለሆነ ብዙ ጊዜ የምወደው ወቅት የጸደይ ጸደይ የሚባለው ወቅት ነው

የቀን መቁጠሪያ ትጠቀማለህ? አዎ የቀን መቁጠሪያ እጠቀማለሁ። በተለይ በተለይ እንደ ኢትዮጵያ የራሳችን የሆነ የቀን መቁጠሪያ ነው። ያለን ስለዚህ የቀን መቁጠሪያችን ከሌሎች ጋር ለማገናኘት ግዴታ በተለያየ መንገድ የተሰሩ የቀን መቁጠሪዎችን እጠቀማለሁ። ስለዚህ የቀን መቁጠሪያ ሲጠቀም አለህ? አዎ የቀን መቁጠሪያ የተለያዩ የቀን መቁጠሪያዎችን እጠቀማለሁ ማለት ነው።

ከልጅነትህ የምትዘከረው ነገር አለው ወይ ነው የሚለው የምትዘከራቸው ብዙ ነገሮች አሉ እነዛ ነገሮችም ላይ ላለውበት ነገር አስተዋጽኦ አላቸው ብዬ አስባለሁ ለጥሩ ጎኑ ማለት ነው ለምን ሰው ያለውን ከዘከረ ሁሉም ያለውን ነገር በጋራ መጠቀም የሚችል ከሆነ በ ችግሮችን ማቃለም ስለሚቻል ስለዚህ ከልጅነቴ ጀምሬ የምዘከራቸው ብዙ ነገሮች አሉ ማለት ነው።

ስሜትህን በፊት ላይ ታሳያለህ የሚለው ቀጣይ መወያያሪያ ራሳችን ስሜቴ በፊቴ ላይ ከሚታዩ ሰዎች መካከል ነኝ ብዬ መናገር እችላለሁ። ሲከፋኝም ፊቴ ላይ ይነባባል። ስደሰትም ፊቴ ላይ ይነበባል ብዙ ነገሮች ሲያጋጥሙኝ ፊቴ ላይ ስለሚነበብ። ስሜትን በፊትህ ላይ ታሳያለህ ወይ የሚለው? ፈልጌም ሳልፈልግም ይሁን ስሜትን በፊትህ ላይ የማሳይበት ሁኔታ ይኖራል ማለት ነው።

የይለፍ ቃልን ትጠብቃለህ ወይ? ነው የሚለው አዎ የይለፍ ቃልን በጥንቃቄ ለመጠበቅ እሞክራለሁኝ። ማስቀመጣቸው የለፍ ቃሎችን በተመሳሳይ፤ ምንድነው ማለት ሰዎች በቀላሉ ሊገምቷቸው የማይችሏቸውን የለፍ ቃሎችን እጠብ እጠቀማለሁኝ። የይለፍ ቃሎችንም በእያንዳንዱ ቦታ ላይ ላለማስቀመጥ ወይንም ብዙ ቦታ ላይ ላማል ሰው እንዳያገኛቸው ለማድረግ እሞክራለሁኝ። በጣም በጥንቃቄ ይሄ ለፍቃሌን ለመጠበቅ እሞክራለሁ ማለት ነው።

ሌሎችን መርዳት ትወዳለህ ወይ ነው? አዎ ሌሎችን ማገዝ ወይንም መርዳት እወዳለሁ። ለዚህም ብዙ ጥረቶችን አደርጋለሁ በዋናነት በተቻለኝ መጠን ያለኝን ከሰዎች ጋር በጋራ ለመጠቀም ሰዎችን አስተባብሬም ለመርዳት ጥረት አደርጋለሁ። በዚህም ብዙ ነገሮችን ተጠቅሜያለሁ ሰዎችን አግዣለሁ። እኔም ለአእምሮዬ ትልቅ እርካታን ወይንም ደስ የሚል ነገርም በውስጤ ስለማገኝበት ወደፊትም አስቀጥለዋለሁ። ስለዚህ ሌሎችን ማርዳት በጣም እወዳለሁ።

ከስራ ሰዓት በኋላ ስራዎች ካሉብኝ ተጨማሪ ስራዎች ያላለቁ ስራዎች ካሉ እሰራለሁ በነገራችን ላይ። ከዛ ውጪ ግን ከስራ ሰዓት በኋላ ሌሎች የቢሮ ስራዎች ተጨማሪ የቢሮ ስራዎች ከሌለብኝ ጊዜዬንም አሳልፈው ከልጆቼ ጋር ከቤተሰቦቼ ጋር ከጓደኞቼ ጋር ጊዜዎቼን የማሳልፈው ነገር ግን ያላለቁ ስራዎች ካሉ መሰራት ያለባቸው ከስራ ሰዓት በኋላ እንደ ስራ ሰዓት ወስጄ ስራዎችን እከውናለሁ።

በእጅ መጽሐፍ ትወዳለህ ወይ? አዎ በእጅ መጻፍ እወዳለሁ በስልክ ወይንም በላፕቶፕ ተጠቅሜ። ጽሁፎችን ከምጽፍ ይልቅ ወረቀት ላይ ሳሰፍር እነኛ አድርሳችሁም ሁለተኛ ደስ ይለኛል። ብዙ ልምዴም በእጅ መጻፍ ጋር የተያዘ ስለሆነ። ሌሎችም የምንጠቀምባቸውን እቃዎች ተጠቅሜ ከመጻፍ ይልቅ። በእጄ ወረቀት ላይ ጽፌ የምፈልጋቸውን ነገር ማስቀመጥ ለዋናነት በጣም የምወደው ነገር ነው ማለት ነው

ማሳለፍ እችላለሁ ወይ ነው አዎ ብዙ ነገሮችን ማሳለፍ እችላለሁ። ለምን ቢባል? ማሳለፍ ብዙ ነገር ብዙ ጥሩ ጎን አለው ብዬ ስለማስብ። ጥሩ የሚሆን መጥፎ ነገሮችን በጥሩ መንገድ ማሳለፍ በነገራችን ላይ ለወደፊት ህይወታችን ያግዘናል ሰዎችንም መስመር ለማስያዝ ስለሚያገለግለን። በአጠቃላይ ማሳለፍ እችላለሁ። በዚህ በኩል ጥሩ ሰዎችንም አስተያየት ይሰጡኛል። ጥሩ የሆነ የማሳለፍ ችሎታ አለኝ ብዬ መናገር እችላለሁ

ማንቂያ ሰዓት እጠቀማለሁ ወይ? ነው ብዙ ጊዜ አልጠቀምም። መነሳት በፈለኩበት ሰዓት፤ ያለምንቂያ ሰዓት መነሳት ስለምችል በጣም እንደው ከአመት ውስጥ፤ ምናልባት አንድ ቀን ሁለት ቀን ሊሆን ይችላል፤ ማንጊያ ሰዓትን የተጠቀምኩኝ። እንጂ በብዙ ቀራቶቼ ማንጊያ ሰዓትን አልጠቀምንም ለምን ያለምንቂያ ሰዓት የምፈልገው ሰዓት መነሳት እችላለሁ። ያን ታሳቢ በማድረግ ብዙ ጊዜ ማንቂያ ሰዓት ለመንቃት አልጠቀምም ማለት ነው።

የስራ ልብስ ትለብሳለህ ወይ ነው? አዎ የስራ ልብስ እለብሳለሁ። ለምን እነኚህ መለያው ነው የዛ ተቋም ለዛ ስራ የተቀመጠ መለያ እስከሆነ ድረስ የስራ ልብስ እለብሳለሁኝ። የስራ ልብስ መልበስ አንዱ የሙያ ስነምግባርም ስለሆነ በተቻለኝ መጠን ንጹህ የሆነ የሰራ ልብስ ለመልበስ እሞክራለሁ። ሰዎችም ትልቅ ዋጋ መስጠት አለባቸው ብዬ ስለማስብ ስለዛ የስራ ልብስ በተቻለ መጠን ወደ ስራ በምንቀሳቀስበት ሰዓት ወይም ለስራ በምጓዝበት ሰዓት የስራ ልብስ ለብሼ ነው። የምንቀሳቀሰው ወይንም የስራ ልብስ እለብሳለሁ ማለት ነው

እድለኛ ነገር አለ ነው አዎ በብዙ ነገሮች እድለኛ ነኝ ብዬ አስባለሁኝ። ብዙ ለብዙ ነገሮች በምሞክርበት ሳዓት ይሳካልኛል፤ ነው በጣም ገፍቼ አልሄድም እንጂ ሎተሪዎችን በምቆርጥበት ሰዓት ትንንሽ ሎተሪዎች ይደርሱኛል ስለዚህ እድለኛ ነገር አለው የሚለው ነገር አዎ ብዙ እድለኛ ነገሮች አሉኝ። እነሱን እድለኛ ነገሮችንም ተጠቅሜ ያገኟቸው ነገሮች ስላሉ እድለኛ ነገር አለኝ ብዬ መናገር እችላለሁ።

እህል መፍጨት ታውቃለህ ወይ ነው? እውነት ለመናገር እህል መፍጨት አላውቅም ብዬ ብናገር ሀሰት አይሆንም ነው። ለምን እህል መፍጨት ቀላል ስራ አይደለም በጣም አድካሚ ስራ ነው። ሙያም ስለሚፈልግ እህል መፍጨት ሞክሬውም አላውቅም ከዚህ በፊት። መፍጨት እንዴት እንደሆነም አላውቅም ወይም አልሞከ ለማልሞከ ስላልሞከርኩትም እህል መፍጨት አላውቅም ወይም አልችልም ማለት ነው። እንደ አጠቃላይ

አቧራ ችግር ይፈጥርብሃል ወይ? አቧራ ብዙ ችግር ይፈጥርብኛል በተለይ ቀለል ቀለል ያሉ ከጎንፋን ጋር የተያዙት ህመሞች። አቧራ ካገኘኝ ወይንም አቧራ ቀጥታ ወደ አፌ ውስጥ ከገባ ወዲያውኑ የሚነሱበት ሁኔታ ነው። ስለዚህ ለጤናዬ ብዙ ጊዜ አቧራ ችግር ይፈጥርብኛል። ከጤናዬ ጋር በተያያዘ ከአይን ለአይን ለአይኔም በተለይ መነፅር በማላደርገበት ሰዓት አይኔ ለአይን በተመሳሳይ ችግሮች ስለሚፈጠሩ አቧራ በትልቁ ችግር ይፈጥርብኛል ማለት ነው

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለ ወይ ነው? አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። ለምን የነሱን መብት አክብሬ ነው የምጓዘው። ስራዬን በአግባቡ ነው የምሰራው ያ ማለት በሰአት ተገኝቼ ስራዬን ከዉናለሁ ስራዬንም በ ከሰው ጋር በተግባቦት ወይንም ተግባብቼ ነው ለመፈጸም ጥረት የማደርገው። ስለዚህ ከስራ ባልደረቦቼ ጋር በእነዚህና በመሰል ምክንያቶች ጥሩ የሆነ ግንኙነት ነው ያለኝ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ማለት ነው

የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ ነው? የቴክኖሎጂ ችግር ሲያጋጥመኝ አንደኛ ከእኔ የተሻለ እውቀት በዛ ቴክኖሎጂ ዙር ያሉ ያላቸውን ሰዎች እጠይቃለሁ። ሌላኛው አማራጭ ደግሞ ሁሉም ነገር እንደሚታወቀው በምስልም በጽሁፍም አሁን ላይ የብዙ ችግሮችን መፍትሄ ማግኘት እንችላለን። ስለዚህ የተለያዩ አማራጭ ደረገጾችን እፈልጋለሁ። ያን ችግር እንዴት መፍታት እንዳለብኝ ያን ችግር እንዴት ችግሩን ተጋፍጬ መውጣት እንዳለብኝ እሱን ነገር የሚሰጡኝ አስተያየት ካለ እነሱንም እጠቀማለሁ ማለት ነው

የምትመኘው የእረፍት ጊዜ ምንድነው? የምትመኘው የእረፍት ጊዜ አንድ ወር ወይንም ሁለት ወር የእረፍት ጊዜ ወስጄ የተለያዩ ታሪካዊ ቦታዎችን መጎኘት። በጣም ታሪካዊ ከተሞች ታሪካዊ ሀገሮች ይኖራሉ። እነሱን መጎብኘት ከዛም በተጨማሪ የተለያዩ መዝናኛ ቦታዎችን ማየት። በእረፍት ጊዜ የምመኘው በስራ ነው የምመኘውም ጊዜ በእነዛ ቦታዎች የማሳልፈውን ጊዜ በጣም በትልቁ የምመኘው ነው ማለት ነው

ኮምፒውተር መጠቀም ትችላለህ ወይ? አዎ ኮምፒውተር መጠቀም እችላለሁ ለምን የስራ ፀባዬ ብዙ ጊዜ ኮምፒውተር እንድጠቀም ስለሚያስገደደኝ ኮምፒውተር መጠቀም እችላለሁ። ኮምፒውተር ለተለያዩ ነገሮች ይጠቀማል። ለማስተማሪያነት እጠቀመዋለሁ የተለያዩ ዲዛይኖችን ለመስራትም ስለምትጠቀመው ኮምፒውተር በትልቁ በቀኑ ውስጥ ረጅም ሰአቴንም አሳልፎ ኮምፒውተር ላይ እስከሆነ ድረስ ኮምፒውተር መጠቀም እችላለሁ ማለት ነው

ዜና በመስመር ላይ ታነባለህ? አዎ ብዙ ጊዜ ዜና በመስመር ላይ አነባለሁ። ለምን አንደኛ ቀጥታ ከዋናው ምንጭ ማግኘት ስለሚቻል የዜናዎችን መስመር ላይ አነባለሁኝ። ግን ሳነብ ታማኝ ሆኖ የመረጃ ምንጮችን ይዤ ነው። እንጂ ከየትኛውም ምንጭ አላነብም ለምን የተሳሰአቱ መረጃዎችን የሚያስተላልፉ፤ አስተላልፉ ድረ ገጾች ሊኖሩ ስለሚችሉ ዜና በመስመር ላይ አነባለሁ። ግን የማነባቸውን ደረገጾች መርጬ ነው ማለት ነው የማነበው።

ብዙ ሰነዶችን ታዘጋጃለህ? አዎ ብዙ ሰነዶችን አዘጋጃለሁ ለስራ የሚያግዘኝ ደንበኞቼን የሚያስረዱ ወይንም ለደንበኞቼ አገልግሎት ለመስጠት የሚያሳልጡ የተለያዩ ሰነዶችን አዘጋጃለሁ ወይንም ብዙ ገጽ ያላቸው ሰነዶችን ለማዘጋጀት ጥረት አደርጋለሁ ማለት ነው። ስለዚህ እንደ አጠቃላይ ለስራ የሚያግዙኝን ብዙ ሰነዶችን ብዙ ጊዜ ለማዘጋጀት ጥረት አደርጋለሁ ማለት ነው።

የጠዋት እለታዊ ተግባራችሁ ምንድነው? ነው የሚለው የጠዋት እለታዊ ተግባሬ እኔ በማይበት ሰዓት መጀመሪያ ከእንቅልፌ መነሳት። መታጠብ። ከዛ በኋላ ጸሎት ማድረግ። የተወሰነ ደቂቃ ወስጄ እንቅስቃሴ ስፖርታዊ እንቅስቃሴዎች መስራት። ቁርስ መስራት ካለብኝ ቁርስ መስራት ልጆቼን ቀስቅሼ ዩኒፎርማቸውም ማልበስ ቁርስ ማብላት ከዛ በኋላ ልጆቼን ወደ ትምህርት ቤት መሸኘች። ልጆቼን ወደ ትምህርት ቤት ከሸኘው በኋላ ቀጣዩ ስራ የሚሆነው። ወደ ስራ ቦታ መጓዝ ነው ማለት ነው። ስለዚህ የጧዋት ሰለታዊ ተግባራሬ በዋናነት እነዚህ ናቸው

ጥፍርህን ትቆርጣለህ? አዎ ጥፍሬን እቆርጣለሁ ቢያንስ ቢያንስ በሳምንት አንድ ቀን ጥፍሮችን ማስተካከል እሞክራለሁ የእግሬንም የእጄንም ጥፍሮች እቆርጣለሁኝ። ያ ብቻ ሳይሆን ከእኔም አልፎ የልጆቼንም ጥፍር በሳምንት አንድ ቀን ጥፍሮቻቸውን አይቼ ለመቁረጥ ጥረት አደርጋለሁ። ስለዚህ ጥፍር ትቆርጣለህ? አዎ ጥፍር የመቁረጥ ጥሩ ህ ልምድ አለኝ ብዬ መናገር እችላለሁ

ማር ትወዳለህ አዎ ማር በጣም ነው የምወደው ማር ከዳቦ ጋር ጨምረን ለቁርስ መብላት እንችላለን። እንዲሁም ማረም ብቻውን መመገብ እንችላለን። ለ የተለያዩ ለጤና ጥቅሞች ስላሉት ማለት ነው። ከዚህ በተጨማሪ ህመም በሚሰማን ሰዓት ደግሞ ማርን ተጠቅመን በተመሳሳይ ከህመማችን መዳን እንችላለን። ስለዚህ ማር ትወዳለህ? የሚለው ነገር ላይ አዎ እወዳለሁ በብዙ ጊዜም ማር ማር እመገባለሁ ማለት ነው

እሳት ለማንደድ ምን ትጠቀማለህ ነውደ እሳት ለማንደድ ብዙ ጊዜ የምትጠቀመው እንጨትንና ክብሪትን ነው በዋናነት ስለዚህ በዋናነት እንጨትንና ክብሪትን ነው የምትጠቀመው። እንጨት ደቀቅ ያሉ እንጨቶችን ከዛ በኋላ እነዛን እንጨቶች በክብሪት በማያያዝ ነው እሳት የማነደው ከዚህ በተጨማሪ እንጨት ከሌለ ደግሞ ፕላስቲኮች አሉ ወይንም ፔስታል የምንላቸው በተለምዶ አሉ ፒኤስታሎችን ክብሪት ተጠቅሜ በማያያዝም እሳት ስለማንደድ ጥረት አደርጋለሁ። ስለዚህ ከላይ ባነሳናቸው በሁለቱ መንገዶች ሰዓት ለማንደድ እጠቀምባቸዋለሁ ማለት ነው።

በጀት ታስተዳድራለህ አዎ በጀት አስተዳድራለህ? በተለይ በቤቴ ውስጥ ማገኘው ወርሃዊ ገቢ አለ ያንን ወርሃዊ ገቢ የቤተሰቦቼን ፍላጎት ለማሟላት ወይንም የምፈልጋቸውን ህልሞች ለማሳካት ምን አደርጋለሁኝ በጀቴን እመድባለሁ ያን በጀትም አስተዳድራለሁ። የፍላጎታችን በሚያሟላ መልኩ እናደግሞ ፍላጎታችን በማይጎዳ መልኩ እና ስራዎቻችን በተገቢው ሁኔታ በመፈጸም መልኩ በጀቴን አስተዳድራለሁ ማለት ነው

ምን አይነት መሳሪያዎች ትጠቀማለህ ነው? ብዙ አይነት መሳሪያዎችን እጠቀማለሁ። ለምሳሌ ቤት ውስጥ ለተለያዩ አገልግሎቶች የሚሉ የሙዚቃ መሳሪያዎች አሉ። ልክ ዋሽንት ክራር መሰንቆ የምንላቸው አይነት መሳሪያዎች እነሱን እጠቀማለሁ። ከዛ ውጪ ደግሞ ኑሯችንን ለማቅለል የምንጠቀምባቸው አይነት መሳሪያዎች አሉ። እነሱንም መሳሪያዎች እንደ አንድ ግብአት ወስጄ ህይወቴን ለማግለብ ወይንም ቀለል ያለ ህይወት እንዲኖረኝ ለማድረግ እነዚህን እና መሰል መሳሪያዎችን እጠቀማለሁ

የስልክ ካሜራ ትጠቀማለህ አዎ የስልክ ካሜራ እጠቀማለሁ በተለይ የማይገኙ አጋጣሚዎችን በፎቶ ለመያዝ ከዚህም በተጨማሪ ቪዲዮ የቪዲዮ ማስረጃዎችን ወይንም ማግኘት የማልችላቸው ነገሮች በቪዲዮ ለመያዝ የሰርቼን ካሜራ እጠቀማለሁ ስለዚህ ለም አንዳንድ ሁነቶች እንዳያልፉኝ የምፈልግ ከሆነ የስልክ ካሜራዎቼን ተጠቅሜ ፎቶ አነሳለሁ ቪዲዮዎችን እቀርጻለሁ በዛ መሰረት የስልክ ካሜራዬን እጠቀማለሁ ማለት ነው።

የምትመኘው ስራ ምንድነው? አሁን ላይ የምሰራውን ስራ ነበር የምመኘው በዋናነት ስለዚህ አሁን የሚሰራው ስራ። ከዚህ በፊት ስመኘው የነበረው ስራ ስለሆነ ይሄን ስራ ነው የምማኝም ከዚህ ውጪ የተለየ ስራ አልፈልግም። ግን ራሴን በትምህርት አሻሽዬ አሁን የምሰራውን ስራ አንድ ደረጃ ከፍ ማድረግ ስራውን መተው ሳይሆን ወይም ስራውን መቀየር ሳይሆን ራሱን ስራ ከፍ ማድረግ እፈልጋለሁ። ስለዚህ አሁን የምሰራው ስራ የምመኘውን ስራ ስለሆነ ምንም የሚመኘው ስራ የለም ማለት ነው። እንደ አጠቃላይ

ቅርጫት አለህ ወይ ነው? አዎ ቅርጫት አለኝ እንደ ኢትዮጵያዊ ብዙ ነገሮቻችን በቅርጫት እንደምንይዛቸው። እቃዎችን የምናስቀምጠው ቅርጫት ላይ ነው። እቃ ከቦታ ቦታ የምናጓጉዘው ወይም ብዙ እቃዎችን ባንዴ ለማጓጓዝ የምንፈልግ ከሆነ በቅርጫት ነው። ስለዚህ ከቀርቃሃ የተሰሩ የተለያዩ አይነት ቅርጫቶች አሉ። በጣም ትልልቅ ገዘፍ ያሉ ቅርጫቶች ባይኖሩኝም። በተለያዩ አገልግሎቶች የምጠቀምባቸው አይነት መካከለኛው ወይም አነስተኛ የሆኑ ቅርጫቶች ቤቴ ውስጥ አሉ ማለት ነው

አዳዲስ የስራ ግንኙነቶች ትፈጥራለህ ወይ ነው? ርዕሳችን አዎ አዳዲስ የስራ ግንኙነቶችን ከተለያዩ ሰዎች ጋር እፈጥራለሁ። ለምን አሁንም የምሰራው የስራ ጠባይ። ከብዙ ሰዎች ጋር ያገናኘኛል ስለዚህ ከብዙ ሰዎች ጋር የሚያገናኝም እስከሆነ ድረስ። እነዛ ሰዎች ይዟቸው የሚወጣ አዳዲስ የስራ የስራ ግንኙነቶች አሉ። እነዛ የስራ ግንኙነቶች በከብሶች ጋራ የመገናኘት ምክንያት ይፈጠራሉ። ስለዚህ አራዲስ የስራ ግንኙነቶች ከተለያዩ ሰዎች ጋር እፈጥራለሁ ማለት ነው

ሃይማኖታዊ ግብር ታከብራለህ? አዎ ሃይማኖታዊ ክብረ በዓላቶችንም ይሁን ሃይማኖታዊ ግብሮችን አከብራለሁ። ለምን? ሃይማኖት በጣም ወሳኝ ነገር ነው ብዬ አስባለሁ። ሄደን ሄደን ብዙ ነገሮቻችን ሃይማኖት ላይ ስለሚያርፉ ስለዚህ ሃይማኖትናዊ ነገሮችን አከብራለሁ። በሃይማኖት መሪዎችን ሚታዘዙ ትዛዞችን ለማክበር ጥረት አደርጋለሁ ሙሉ በሙሉ አክባሪ ነኝ እያልኩ አይደለም ግን በተቻለ መጠን በምችለው አግባብ። ሃይማኖታዊ ግብሮችን አከብራለሁ ማለት ነው።

በቀል ምን ያህል ጊዜ ውሃ ትጠጣለህ? ብዙ ጊዜ ውሃ ምጠጣው። በምመገብበት ሰዓት ነው ቁርስ በምበላበት ሰዓት ምሳ በምበላበት ሰዓት እራት በምበላበት ሰዓት በዋናነት ውሃ እጠቀማለሁኝ። ወይንም ውሃ እጠጣለሁኝ ከዛም በተጨማሪ ከሰአት ላይ ጻዩ በሚበረታበት ጊዜ። ከምግብ ከምበላበት ሰዓት በተጨማሪም ደግሞ መሃል ላይ የውሃዎችን ከጎኔ ስራ እየሰራሁ ጎን ለጎን ውሃ ምጠጣበት ሁኔታ ይኖራል። ስለዚህ በቀን ውስጥ ሶስት አራት ጊዜ ውሃ እጠጣለሁ ማለት ነው። እስከ ሁለት ሌትር ሶስት ሌትር ድረስ በቀን እጠጣለሁኝ

ለስራ ትጓዛለህ ወይ ነው? አዎ ለስራ እጓዛለሁ። ስለዚህ በጣም ቅርቦታዎች ላይ እጓዛለሁ ከዛም በተጨማሪ ራቅ ራቅ ያሉ ቦታዎችን በስራ ምክንያት እጓዛለሁ። ስለዚህ እንደ አጠቃላይ ለስራ ከአንድ ቦታውን አንድ ቦታውን ወይም በተለያዩ ምክንያቶች እጓዛለሁ። ስለዚህ ለስራ ትጓዛለህ የሚለውን ለመመለስ ያክል? አዎ ለስራ በደንብ ነው የምጓዘው ከቦታ ቦታ ትንሽ። ቀሎበት በቅድም ወረቀትም ይሁን ካለውበት ረጅም ርቀቶች ላይ እጓዛለሁ ማለት ነው

ጎረቤቶችህ ጋር ጥሩ ግንኙነት አለ? አዎ ጎረቤቶቼ ጋር ጥሩ ግንኙነት ነው ያለኝ በተቻለ መጠን መብቶቻቸውን አክብሬ ነው የምኖረው። የምሰራቸው ወይንም የምከወናቸው ስራዎች በሙሉ የነሱን መብት ያከበረ እነሱን ያልተጋፋ ስራ ስለምሰራ ወይም ስለምከውን እንደ አጠቃላይ። ስለዚህ ከጎረቤቶቼ ጋር ጥሩ ግንኙነት ነው ያለኝ። አክብሬያቸው ወይንም ተከባብረን ነው የምንኖረው ማለት ነው። አጠቃላይ ስለዚህ ከበረቤቶቼ ጋር ጥሩ ግንኙነት አለኝ።

ሽቶ ትጠቀማለህ አዎ በትንሹ እጠቀማለሁ ሽቶ ነገር ግን በጣም የተገነነ ሽታ ያላቸውን ሽቶዎች አይደለም የምትጠቀመው። ጥሩ ጠረን ያላቸው ጥሩ ጠረን ኖሯቸው ደግሞ ሰውን የማያረብሹ አይነት ሽቶዎችን ነው የምጠቀመው። ስለዚህ ሽቶ ትጠቀማለህ? አዎ በትንሽ ይጠቀማለሁ። የምጠቀማቸው ሽቶዎች ደግሞ ሰውን የማያረብሹ ትልቅ ጠረን የማይፈጥሩና የለኔን ጠረን ጥሩ እንዲሆን የሚያደርጉ ሽቶዎችን እንጠቀማለሁ

በእንጨት እሳት ማብሰል ታውቃለህ አዎ በእንጨት ማብሰል በጣም አውቃለሁ ለረጅም ጊዜም በእንጨት ነው ሳበስል እዚህ የነበረው ስለዚህ በእንጨት ማብሰል አውቃለሁኝ። እንዴት እንጨቱን እናያይዘዋለን ምን አይነት እንጨት መጠቀም አለብን? ስናበስል ያን በሰአትም በእንጨትም እና የሚናያይዘው ምንምን ባህሪዎች አሉ የሚሉትን ነገሮች በደንብ አውቃለሁኝ። ለረጅም ጊዜ በእንጨት ሳበሰል ስለነበር እንደሆኑ ብዙ ኤሌክትሪክ መጠቀም ቀላል ባልሆነበት ጊዜ ውስጥ በእንጨት ስል ስለነበር በእንጨት ማብሰል አውቃለሁ። ማለት ነው

ባዶ እግር ራመድ ታውቃለህ አዎ ባዶ እግር ራመድ አውቃለሁ። በተለይ በህፃንነት ጊዜ ላይ በደንብ አውቃለሁ አሁን ላይም ቤት ውስጥ በተለይ ወለል ወለሉ ንጹህ የሚሆንበት ሰዓት እግሬን በማያቆሽበት ሁኔታ። ቤት ውስጥ በእግሬ ለመራመድ እሞክራለሁ ነገ ግን ውጪ ላይ መራመድ በጣም ነው የምቸገረው። መጥፎ ስለለመድን ማለት ነው። ቤት ውስጥ ግን ወይንም ቤቴ ውስጥ በነጻነት ለመንገሳገስ ብዙ ጊዜ በባዶ ግሬ መራመድን እመርጣለሁ።

የጫማው ቁጥር ስንት ነው ነው? የጫማዬ ቁጥር እንደ ጫማው። ስፋት ይለያያል ግን በዋናነት ሰላሳ ዘጠኝ ቁጥር ነው የምለብሰው። በጣም ሰፋፊ የሆኑ ጨማዎች ከሆኑ በአስራር ሰፋፊ የሆኑ ደህና ሞች ከሆኑ ሰላሳ ስምንትም እለብሳለሁ። ስለዚህ በዋናነት መደበኛ የሆኑ ጫማዎቼ ሰላሳ ዘጠኝ ቁጥር የሆኑ ጫማዎችን ነው ማለት ነው የምለብሰው

ለበጎ አድራጎት ሰርተህ ታውቃለህ? አሁን ብዙ ስራዎችን ለበጎ አድራጎት ሰርቼ አውቃለሁ። በራሴ ጥረት ወይንም ሰዎች በሰዎች ጥቆማ መሰረትም። የተለያዩ በጎ አድራጎት ስራዎችን ሰርቼ አውቃለሁኝ በዛም ትልቅ ትልቅ። አድርጌያለሁ እኔም አእምሮዬ በጣም ደስተኛ የሚሆንበት ሁኔታ ነው ያለኝ በበጎ አድራጎት ስራዎችን ስለምሰራበት ሰዓት ማለት ነው። ስለዚህ የተለያዩ የበጎ አድራጎት ስራዎችን ሰርቻለሁ። ለኔም ትልቅ ትልቅ የሆነ ውጤት ነው ያላቸው ማለት ነው። ስለዚህ እየተለያዩ የበጎ አድራጎት ስራዎች ውስጥ ተሳትፌያለሁ ወይንም ሰርቼ አውቃለሁ

የምትወደው ቁጥር ስንት ነው? ነው የምወደው ቁጥር አስራ ስድስት ነው አስራ ስድስት ብዙ ነገሮች የተከናወኑት በአስራ ስድስት ስለሆነ አስራ ስድስት ቁጥርን በጣም ከሚወዱት ሰዎች መካከል ነኝ። ለምን በአስራ ስድስት ብዙ ብዙ ነገሮች ተቀይረዋል በእኔ ህይወት ውስጥ። ስለዚህ ከቁጥሮች ውስጥ የምወደው ቁጥር አስራ ስድስት ቁጥር ነው ማለት ነው

ወደ የትኛው ቦታ ተጉዘህ ታውቃለህ ነው? ወደ ብዙ ቦታዎች ተጉዤ አውቃለሁ ለምሳሌ ሀገራችን ውስጥ ወደ ደቡብ እዳጃ ተጉዤ አውቃለሁ። ወደ ሰሜን እስከ ጎንዳር ድረስ ተጉዤ አውቃለሁ ወደ መሃል ከተማ ከአዲስ አበባ ድረስ ተጉዤ አውቃለሁኝ። ወደ ብዙ አቅጣጫዎች ተጉዤ አውቃለሁ። በዚህ ጎዜይም ብዙ ሀገራትን የመጎብኘት እድል አግኝቻለሁኝ እነ ሀዋሳን እነ አዲስ አበባን እነ ባህርዳርን እና መሰል ከተማዎችን። ተጉዤ የተለያዩ ነገሮችን ለማግኘት ሞክሬያለሁ ማለት ነው። ስለዚህ በብዙ የሀገራችን አቅጣጫዎች ተጉዣለሁ እንደ አጠቃላይ

በምንጣፍ ላይ ትቀመጣለህ ወይ ነው የሚለው ርዕሱ? አዎ በምንጣፍ ላይ እቀመጣለሁኝ። ስለዚህ በጣም እንደ ምንጣፉ ንጹህ ከሆነ ወለል ላይ። ምንጣፍ ላይ መቀመጥ በጣም ነው የምወደው። ለምን ቀኑን ሙሉ ወንበር ላይ ወይም ሶፋ ላይ ተቀምጠን ከመዋል ይልቅ አንዳንዴ ምንጣፍ ላይ ቁጭ ብለን የምንለውበት ሰዓት ደስ የሚል ነገር ስለምናገኝ። ምንጣፍ ላይ። እቀመጣለሁ ብዙ ጊዜ ቤት ምውል ከሆነ እልጣፍ ላይ መቀመጥ ያስደስታኛል

የስራ ስነ ምግባር ታከብራለህ አዎ የስራ ስነ ምግባር አከብራለሁ። የመጀመሪያው መቅደም አለበት ብዬ የማስበው አንድ ሰው ስራ ከመስራት በፊት የስራ የስራ ስነምግባሩን የሙያ ስነምግባሩን ማክበር ነው የሚሆነው ስለዚህ። የስራ ስነምግባር በጣም በትልቁ አከብራለሁ ማለት ነው። በተለይ በተለይ ስራውን ወደን የምንሰራው ከሆነ የስራ ስነምግባር ማክበር ትልቁ መነሻ ነገር ነው የሚሆነው። ስለዚህ የስራ ስናምግባር በደንብ አከብራለሁ።

የፀሀይ መውጣትን ታያለህ? አዎ የፀሀይ መውጣትን በጣም በጉጉት ስለምትጠብቃት ስለዚህ በጠዋት ተነስቼ ፀሀይ ስትወጣ አያለሁ። አለው ወይንም የምትወጣበት ጥበቃ ጠብቄ እንዴት ነው የወጣችው የሚለው? ሂደቱ ራሱ በጣም አዝናኝና ርዝም ስለሆነ። የፀሀይ የፀሀይ መውጣትን በትክክል እከታተላለሁ። ወይንም የፀሀይ መውጣትን። አያለሁ መውጣትን ብቻ ሳይሆን መግባትንም በተመሳሳይ እንደመውጣቱ ሁሉ ጠብቄ ይጣይ ስትወጣና ስትገባ እከታተላለሁ። ማለት ነው።

ብስክሌት ትጋልባለህ? ነው አዎ ብስክሌት እጋልባለሁ ከልጅነት ጀመሬ ነው መጋለብ የጀመርኩት። ገና በጣም ከታች ክፍል እያለሁ ነው መለማመድ የጀመርኩት። እንዴት ብስክሌት መንዳት እንደሚቻል? ስለዚህ ብስክሌት እጋልባለሁኝ። በየትኛውም መንገድ ላይ በየትኛውም አስፋልት የሚሆን በጠጠር መንገድ ላይ ብስክሌትን በደንብ በምፈለገው ፍጥነት በጥንቃቄ መጋለብ እችላለሁ። ስለዚህ ብስክሌት ትገልባለህ? አዎ በደንብ መጋለብ እችላለሁ።

ጥላ ወይስ ፀሀይ ትመርጣለህ? እኔ ብዙም የፀሀይ ሰው ስላልሆንኩ ጥላ ነው የምመርጠው። ስለዚህ በተቻለ መጠን ጥላ ጥላ ስጓዝም ጥላ በጥላ ቦታዎች ነው ለመጓዝ እምሞከረው ወይንም ጥረት የማደርገው ፀሀይ ካለ ራሴን በተለያየ መንገድ ከልዬ ፀሀዩ እንዳያገኘኝ አድርጌ ነው ከቦታ ቦታ የምጓዘው ስለዚህ ጥላና ፀሀይ የምናይበት ሰዓት ከፀሀይ ይልቅ ጥላ ማለት ነው

ሽማግሌዎችን እንዴት ታከብራለህ? በተለያየ መንገድ አከብራለሁ። ለምሳሌ ወንበር ላይ ተቀምጬ ከሆነ እነሱ ቆመው ከሆነ ለእነሱ ቅድሚያ እሰጣለሁ። በሚያልፉበት ሰዓት እነሱ አልፈው ነው እኔ እንዲያልፍ እኔ የማልፈው በዚህ መልኩ ክብር እሰጣለሁ። በተጨማሪም በማልፍበት ሰዓት ሰላምታ ሰጥቼ እነሱን የሚመጣን ሰላምታ በእነሱ ልክ ሰጥቼ ነው የማልፈው። ስለዚህ ሽማግሌዎችን በእነዚህና መሰል ስራዎች በመስራት አከብራለሁ

በእጅ የሚሰራ ስራ ታደርጋለህ ወይ ነው? አዎ ብዙ በእጅ የሚሰሩ ስራዎችን አደርጋለሁ። ወይም እሰራለሁ ለምሳሌ ቀለም መቀባት አንድ የእጅ ስራ ነው። ግንባታዎችን መስራት። ህንፃ ለህንፃዎችን ስንሰራ ግንባታዎች ይኖራሉ ግንባታዎችን መስራት አንድ የእጅ ስራ ነው። ስለዚህ ከሙያዬም ጋር ስለሚያዝ ብዙ ጊዜ ብዙ በእጅ የሚሰሩ ስራዎችን እከውናለሁ ወይንም በእጅ የሚሰሩ ስራዎችን አደርጋለሁ ማለት ነው

የተበላሸ ነገር ማስተካከል ትችላለህ? አዎ በተለይ በተለይ ብልሽቱ ቀላል ከሆነ ብዙ ጥገና የማይፈልግ ወይንም ብዙ ማስተካከል የማይችል ከሆነ የተወሳሰበ ጥገና ካልሆነ በስተቀር አስተካክላለሁ ብየ ቤት ውስጥ ሚበላሹ እቃዎች ቢኖሩ በቀላል ከሆነ ብልሽታቸው በራሴ መንገድ ነው የማስተካከላቸው ነገር ግን ባለሙያ የሚፈልጉ ወሰብሰብ ያለ ችግር ያለባቸው ነገሮች ካሉ ደግሞ ከእኔ ይልቅ የተሻለ እውቀት ያለው ባለሙያ ስለሚኖር ባለሙያ እጠራለሁ። ስለዚህ ቀለል ያሉ ብልሽቶችን ቤት ውስጥ በራሴ መልኩ አስተካክላለሁ ማለት ነው

እሺ ክላቆች ትጠቀማለህ አዎ በሚገባ እና በሰፊው እጠቀማለሁ ለምሳሌ እሳት ለማንደድ በከሰል ተጠቅመን ለማንደድ በዋናነት ምጠቀመው የሽክላ እቃ ነው። እንጀራ ለመጋገር እምንጠቀመው ከብረት በተጨማሪ ዋናው ምጣዱ የሚሰራው ከሸክላ ነው። ስለዚህ የሸክላ እቃዎችን እንጠቀማለው በተመሳሳይ ወጥ ለመስራት የምጠቀምባቸው ድስቶችም አሉኝ የተወሰኑ ድስቶች ከሸክላ የተሰሩ ስለዚህ የሸክላ እቃዎችን በሰፊው እጠቀማለሁ ማለት ነው።

ትንኞች በአካባቢው አሉ አዎ በሚገባ አሉ። በተለይ በተለይ ማታ ማታ ላይ በጣም ትንኝ ያስቸግራል የተለያዩ መንገዶችን ካልተጠቀመ ትንኞች ይረብሹናል እንቅልፋችን ያሳጡናል። ለአዋቂውም ለልጆችም ልክ ቢምቢዎችን ማንሳት እንችላለን የተለያዩ አይነት የወባ ትንኞችን ማንሳት እንችላለን ስለዚህ ትንኞች አሉ በአካባቢዬ እነዛን ትንኞች ለመከላከል እና ለመቆጣጠር ደግሞ የተለያዩ መንገዶችን እጠቀማለሁ ስለዚህ ትንኞች በአካባቢው አሉ አዎ ትንኞች በአካባቢዬ በሰፊው አሉ

በስራ ቦታ ጓደኛ አለህ? ኡ በስራ ቦታዬ ብዙ ከአንድ በላይም ጓደኞች አሉኝ። ለምን ስራ የሚከወነው በጋራ ነው እንደሚታወቀው። አንዱ ያለውና ሌላኛው ያለው እውቀት ተመሳሳይ አይኖርም፣ ተመሳሳይ ልምድ አይኖረንም ስለዚህ ጓደኛ አስፈላጊ ነው ጓደኛ አለኝ። ለምን? ሀሳቦቻችን ለመጋራት አንድ ለአንደኛውን ደከማ ጎን አንደኛው ለመሙላት፣ ጓደኛ ስለሚያስፈልግ ስለዚህ በስራ ቦታዬ ያለ ጓደኛ አለኝ ማለት ነው።

የምትወደው ፍራፍሬ ምንድነው ነው? የሚለው በዋናነት በጣም ብዙ የምወዳቸው ፍራፍሬዎች ቢኖሩም ሁለቱን ላንሳ የመጀመሪያው ማንጎ የሚባል ፍራፍሬ አለ እሱን ነው የምወደው ከማንጎ በተጨማሪ ደግሞ። ሙዝ ሙዝ በተለይ በሰል ያለ የሰለ ሙዝ ከሆነ። ሌላኛው የምወደው የፍራፍሬ አይነት ነው ስለዚህ በዋናነት የመጀመሪያ ምርጫዬ ማንጎ ነው። የሚሆኑ ከዛ በኋላ ሙዝ። ሁለቱ በጣም የምወዳቸው አይነት የፍራፍሬ አይነቶች ናቸው ማለት ነው

ኢንተርኔት አለ አዎ ኢንተርኔት አለኝ ይሄንን አገልግሎት የሚጠቀም ያለሁት በኢንተርኔት ነው። ስለዚህ ኢንተርኔት አለኝ አለኝ በተለይ ከሞባይል ዳታ የሞባይል ዳታ ነው። ምጠቀመው ስለዚህ በሞባይል ዳታ ተጠቅሜ ነው ኢንተርኔት አማራጮችን ማገኘው የተለያዩ ድረ ገጾችን ማገኘው ስለዚህ ሞባይል ዳታ ተጠቅሜ የምሰራበት ኢንተርኔት። ስልኬ ላይ ላፕቶፔ ላይም አለኝ ማለት ነው

ልብስ ምን ያህል ጊዜ ታጥባለህ? ለሚለው ልብስ ብዙ ጊዜ በቀን ውስጥ በሳምንት አንድ ቀን። ጊዜ ወስጄ ነው የማጥበው በየቀኑ ብዙ አላጥብም ግን በሳምንት ሳምንት የለበስኩት ልብሶች ከሳምንት አላሳልፍም። በሳምንት አንድ ቀን ከስራ ሰዓት ውጪ ለልብስ ማጠቢያ ብዬ ጊዜ መድቤ ልብሶቼን አጥባለሁ ማለት ነው። አንዳንድ አስገዳጅ ሁኔታዎች ሲኖሩ ደግሞ ከሳምንት በፊትም ቀድሜ የማጥብበት ወይንም የማሳጥብበት ሁኔታ ይኖራል ማለት ነው

የስራ ቦታ ደህንነት እንዴት ነው? የስራዬ ቦታ በጣም ደህና ነው በጣም ሰላማዊ ነው። ለምን ቦታዬ ላይ ያሉት ሰዎች ሰላማዊ ናቸው። ከዛም ሲደመር ጥበቃው ጠንከር ያለ ነው። ጥበቃው ጠንከር ያለ ስለሆነ ምንም አይነት አስቸጋሪ ሰው አይገባም ወይንም ምንም አይነት ተጨማሪ ጦር መሳሪያ የሚሆን ሌሎች መሳሪያዎችንም ይዞ ሰው መግባት ስለማይችል የስራ ቦታዬ ደህንነት በጣም አስተማማኝ ነው። እና ጥሩ ደረጃ ላይ ነው ያለ ብዬ መናገር እችላለሁ

ቅጽል ስም አለህ? አዎ ቅጽል ስም አለኝ አብዛኛው ሰው ቅጽል ስም አለው ብዬ አስባለሁ በተለይ በተለይ በልጅነት ጊዜ በሰፈር ከጓደኞቻችን ጋር በምንጫወትበት ሰዓት ከጓደኞቻችን ጋር ጊዜ በምናሳልፍበት ሰዓት ብዙ ጊዜ ደስ ሚለን ከዋና ስሞቻችን ይልቅ በቅጽል ስሞች መጠራራት ነው ሚሆነው ስለዚህ ከዋናው መጠሪያ ስሜ በተጨማሪ ብዙ ሰው ላያውቀው ይችላል ቅጽል ስ ስም አለኝ ማለት ነው

"በቡድን መስራት ትወዳለህ?" አዎ፣ በቡድን መስራት በጣም ከሚወዱት ሰዎች መካከል ነኝ። ለምን? አንዳንድ ስራዎች በግል መስራት የማንችላቸው ስራዎች አሉ። በጋራ መስራት ግዴታ የሚሆንባቸው ሁኔታዎች ይኖራሉ ማለት ነው። ስለዚህ በቡድን መስራት እወዳለሁ። በቡድን ስንሰራም ውጤታማ እንሆናለን በነገራችን ላይ ሁላችንም ተመሳሳይ አይነት ልምድ ስለማይኖረን፣ በቡድን በሰራን ቁጥር የአንዱን ክፍተት አንዱ እየሞላ የተሻለና ውጤታማ የሆነ ስራ መስራት ስለሚቻል በቡድን መስራት እወዳለሁኝ።

መዋቢያ ትጠቀማለህ ብዙ የመዋቢያ ደጋፊ አይደለሁም ግን በትንሹ እጠቀማለሁ። በትንሹ ማለት ለምሳሌ ገላይን ታጥቤ የምወጣበት ሰዓት ገላየ ደረቅ እንዳይሆን ለቆዳ የሚሆኑ አንዳንድ ቅባቶችን ወይንም ሎሽኖችን እጠቀማለሁ። ከዛ በተጨማሪ ደግሞ ስወጣ ከቤት በምወጣበት ጊዜ የተለያዩ አይነት ሽቶዎችን በጣም ስስ የሆኑ ሽታቸው ብዙ የማይረብሽ ሰውንም እኔንም የማይረብሽ አይነት ቀለል ያሉ ሽታ ያላቸው ሽታዎችን እጠቀማለሁ ማለት ነው። ስለዚህ በወቤ ብዙ ያን ያክል ተጠቃሚ ሰው አይደለሁም

"ምን አይነት ሙዚቃ ትወዳለህ?" በዋናነት እኔ የምወዳቸው አይነት ሙዚቃዎች፣ የትዝታ ሙዚቃዎች ናቸው። ማለት የነበረውን ጥሩም ይሆን መጥፎ ነገር የሚያስታውሱ ቅኝታቸው ትዝታ ላይ ያለ የሚባል በእኛ ሀገር ደረጃ ወደ አራት አይነት ቅኝቶች አሉ። ትዝታ ቅኝት ላይ ያሉ ሙዚቃዎችን ነው የምወደው። በተለይ በተለይ በአርቲስት ጥላሁን ገሰሰና በአርቲስት መሀመድ አህመድ የተዘፈኑ ሙዚቃዎች አሉ የትዝታ ሙዚቃዎች፣ እነሱ በጣም ነፍሴን ይገዟታል። እንደ የትዝታ ሙዚቃዎችን ነው የምወደው።

በእጅ መሸመን ታውቃለህ ወይ ነው አይ በእጅ መሸመን ብዙ ጊዜ አላውቅምም ወይም አልችልምም እድሉም አልነበረኝም ብዬ አስባለሁ ብዙ እድሉ አላጋጠመኝም እንደው እንዴት እንደሚሸመንም መረጃው የለኝም ምን ምን ግብአቶች ያስፈልጋሉ እንዴት ነው ከቀኝ ወደ ግራ ከግራ ወደ ግራ ሚጣላው ሚሉት ነገሮች እንደዚህ አይነት መረጃዎች በትክክል ስለሌለኝ በእጅ መሸመን ታውቃለህ ለሚለው ነገር እውነት ለመናገር በእጅ መሸመን አላውቅምም ሞክሬውም አላውቅም።

የምትወደው እንስሳ ምንድነው? ሁለት እንስሳዎችን ላነሳ እችላለሁ። በቤት ውስጥ ከሆነ ድመትን ነው ምወደው ከሁሉም እንስሳቶች አብልጬ ድመትን ነው ምወደው። ለዛም ብዙ ምክንያቶች ስላሉኝ። የዱር እንስሳት ብለን ከምንጠራቸው ወይንም ጫካ ውስጥ ከሚኖሩ እንስሳቶች መካከል ደግሞ አንበሳ አንበሳ የኔ በጣም ምወደው እንስሳ ነው ብዙ ነገሩን እወድለታለሁ ስለዚህ። ቤት ውስጥ ከሚናረባቸው እንስሳቶች ድመት። ከቤት ውጭ ወይንም ከውጪ ካሉት እንስሳቶች ደግሞ አንበሳን በትልልቅ እምወደው እንስሳ ነው ማለት

"መስኮትህን ክፍት ትተዋለህ?" አይ ብዙ ጊዜ ምናልባት ቤት ሳለሁ ምናልባት መስኮት ከፍቼ ልቀምጥ እችላለሁ፤ ስራ ቦታ ሳለሁ ካለው ደግሞ በር ዘግቼ መስኮቴን ከፍቼ ቁጭ ብዬ ልሰማ እችላለሁ፤ ወይንም ልከታተል እችላለሁ። እንጂ መስኮት ክፍት አልተውም ብዙ ጊዜ በተለይ በተለይ ከስራ በምወጣበት ሰዓ፣ ት ወይም ከቤቴ ወደ ስራ በምሄድበት ሰዓት ስራ የሚሆነው መስኮት መዝጋት ነው፣ ወይንም መስኮት ክፍት አለማድረግ ነው። ስለዚህ መስኮት ብዙ ጊዜ ዝግ አድርጌ ነው የምወጣው፤ ወይንም መስኮቶች ብዙ ጊዜ ክፍት አይደሉም ማለት ነው።

"ጠዋት በስራ ምን ታደርጋለህ?" ነው፣ ብዙ ስራዎችን እሰራለሁ። ከቤቴ የምሰራቸው ስራዎች አሉ በጠዋት። ለራሴም ለቤተሰቤም ምሰረ ምከውናቸው ስራዎች አሉ። ለምሳሌ ልጆቼን ማጠብ፣ እኔን ገላዬን መታጠብ፣ ልጆቼን ቁርስ መብላት፣ እኔ ቁርስ መብላት፣ ቁርስ ማዘጋጀት፣ ልጆቼን ወደ ትምህርት ቤት መሸኘት፣ ወደ ስራ መሄድ ሊሆን ይችላል። ስራ ቦታዬ ላይ በምገባበት ጊዜ ደግሞ ምን ምን ስራዎች አሉብኝ ዛሬ መስራት ያለብኝ እነሱን ፕሮግራም አወጣለሁ፣ እነሱን ከ ፕሮግራም ካወጣሁ በኋላ መቅደም ያለባቸውን ስራዎች በጠዋት ፕሮግራም ይዤ በጠዋት መስራት እጀምራለሁ ማለት ነው።

ምን? አይነት ጥቅማ ጥቅሞች አሉ ነው። ያው የተለየ ስራ በምሰራበት ጊዜ ከአበል ጋር በተያዘ አንዳንድ ጥቅማ ጥቅሞች አገኛለሁኝ ከዚህ በተጨማሪ ከመደበኛ ስራዎች ውጭ በምሰራበት ሰዓት ተጨማሪ ክፍያ የሚያስከፍሉ ስራዎች ካሉ ከመደበኛ ሰዓት ስራዎች የሚሰሩ እንደዚህ አይነት ጥቅማ ጥቅሞችን አገኛለሁ። ሲደመር ደግሞ ከመደበኛ ስራ ውጪም ስራቸው ተጨማሪ ስራዎች ይኖራሉ በግል በእነሱ ላይም የተወሰኑ ጥቅማ ጥቅሞችን አገኛለሁ። ስለዚህ እንደዚህ የነና መሰል ጥቅማ ጥቅሞችን አገኛለሁ ማለት ነው በዋናነት

በምን ትመገባለህ ነህ? የሚለው ብዙ ጊዜ ከቤተሰብ ጋር ከሆንኩኝ ሰፋ ባለ ሳህን ወይንም ሰፋ ባለ ተሪ ነው። ምግቤን የምመገበው ብቻዬን ከሆንኩኝ ደግሞ። አነስ ባሉ ሳህኖች ወይንም በትንሽ ሳህኖች ነው ለአንድ ሰው በሚበቁ አይነት ሳህኖች ነው ምግቤን ምመገበው በተረጋጋ መንፈስ እና ሰዎች ካሉ በስብም የምወደው አመጋገብ። ከሰዎች ጋር አብሮ መመገብ ነው ነገር ግን ሰዎች ከሌሉ ደግሞ። በግል ወይንም በብቻዬን የምመገብበት ሁኔታ ነው ያለው በተቻለ መጠን ግን ከሰዎች ጋር መመገብን እወዳለሁ

ሹራቭ መስፋት ትችላለህ ወይ ነው? ይሄን ሙሉ በሙሉ አልችልም። ለምን እንዴት እንደሚሰፋም አላውቅም ሲሰፋም አይቼ አላውቅም። በነገራችን ላይ ሹራብ እንዴት እንደሚሰፋ። ስለዚህ ሹራብ ስፋ ብሎ አንድ ሰው ቢሰጠኝ አልችልም። ስለዚህ ሹራብ መስፋት ትችላለህ ቢለኝ የሆነ ሰው የምመልሰው መልስ ምንድነው የሚሆነው? ሹራብ መስፋት አልችልም። ለምን እድሉን አላገኘሁም እንዴት እንደሚሰፋም አላውቅም። ሾራፍ ለመስፋት የሚያስፈልጉ ነገሮችን ስለማላውቅ በአጠቃላይ መስፋት አልችልም

መዘመር ትወዳለህ? ውይ አዎ መዘመር እወዳለሁኝ በተለይ መንፈሳዊ በዓላቶች በማከብርበት ጊዜ መዘመር እወዳለሁ። ከዛ በተጨማሪ። በተለይ ጠዋት ጠዋት ጠዋት ጠዋት ከእንቅልፌ ስነሳ መዝሙሮችን እከፍታለሁ በተለያዩ መንገዶች መዝሙሮችን ከከፈትኩ በኋላ በእንደዛም መዝሙሮች እየተከተልኩ መዘመር ሙሉ በሙሉ ግጥማቸውን ባልይዘውም የመዝሙሮቹን መዘመር አብሬ እዘመራለሁ ማለት ነው። ስለዚህ መዝሙር ትወዳለህ? አዎ መዘመር በጣም ነው ምወደው። ለምስጋና ስለሆነ መዝሙር ማለት ነው።

የአትክልት ስራ ታደርጋለህ። አዎ በትንሹ አትክልቶችን እተክላለሁ ወይንም እተክላለሁ አትክልቶችን እተክላለሁ። የቤቴ አካባቢ ትንሽ እቃዎችን ተጠቅሜ ወይንም ያሉኝን ትንንሽ አትክልት ማትከያ መንገዶችን ተጠቅሜ አትክልቶችን ለማትከል እሞክራለሁ። አንዳንድ ምግቦችንም ወይንም አንዳንድ አትክልት ምግቦችንም የማልገዛበት ሁኔታ ነው ያለው እቤቴ በቀላሉ ምግቦችን እሰራለሁ። ስለዚህ በቀላሉ ለምግብነት አገልግሎት ማድረግ ይቻላል ማለት ነው።

ልዩ ችሎታህ ምንድነው? የሚለው ኖ ይሄ ነው ብዬ ልዩ ችሎታዬን መናገር አልችልም። ከሰው የተለየው ነኝ ብዬ ስለማላስብ። ግን ነገሮችን በጥንቃቄ መስራት ነገሮችን አስታውሎ መስራት ላይ ጥሩ ችሎታ አለኝ ብዬ አስባለሁኝ። እና ነገሮችን በአትኩሮት በጥንቃቄ ስለምሰራ የምሰራቸው ስራዎችን ውጤታቸው ጥሩ ነው ወይንም በውጤታማነት የምፈጽማቸው ስራዎች ይኖራሉ። ስለዚህ ልዩ ችሎታ ብዬ የምናገረው ይሄኛውን ነው ማለት ነው

ለሌሎች ማስተማር ትችላለህ አዎ ሙያዬም ስለሆነ ማስተማር በተቻለን መጠን ማውቃትን ነገር ትንሽ ይሁን ትልቅ ለሌሎች ለማስተላለፍ ወይንም ሌሎችን ለማስተማር። ጥረት አደርጋለሁ ከሌሎችም በተመሳሳይ ለመማር ጥረት አደርጋለሁ። ስለዚህ ለሌሎች ማስተማር ትችላለህ አዎ የሙያ የሙያ ግዴታዬም ስለሚያስገድደኝ። ለሌሎች ሰዎች የተለያዩ ትምህርቶችን ከህይወት የተማርኳቸውም ይሁን በመደበኛ መልኩ የተማርኳቸውን ትምህርቶች አስተምራለሁ ማለት ነው። ወይም ማስተማር እችላለሁ

የቪዲዮ ጥሪ ታደርጋለህ ወይ ነው? አዎ ከውስን ሰዎች ጋራ የሚያስፈልገኝ በቪዲዮ መገናኘት ሲኖርብኝ። የቪዲዮ ጥሪ አደርጋለሁ ብዙ ጊዜ ግን የቪዲዮ ጥሪ ተጠቃሚ አይደለሁም። በሚያስፈልገኝ ውስን ሰአቶች ከተወሰኑ ሰዎች ጋር ከሁሉም ሰው ሰው ጋር ሳይሆን ከተወሰኑ ሰዎች ጋርም የቪዲዮ ጥሪ አደርጋለሁ ነገር ግን ከሁሉም ሰው ጋር አይደለም። ሁሌም ላይሆን ይችላል በምፈልግበት ሰዓት የምፈልጋቸው ሰዎች ላይ። የቪዲዮ ጥሪ አድርጌ የምስልም ድምጽም እየተጋራን። ግንኙነቶቻችን እናጠራክራለን ማለት ነው

ልደትህን እንዴት ታከብራለህ ነው? ልደቴን ብዙ ጊዜ ማከብር ሰው አይደለም ግን ሳከብር ተለያዩ መንገዶች ነው የማከብረው። ምንድነው የማደርገው? በጎ ስራ የሚሰራባቸው ቦታዎች ላይ እሄዳለሁ። ለልደቴ ማውጣት የምፈልገውን ወጪ እዛ አለ እነዛ ድርጅቶች አወጣለሁ። እነዛ ድርጅቶች ካወጣሁ በኋላ የተለያዩ በጎ ፍቃድ አገልግሎቶች እነዛ ድርጅት ጋር የልደት ቀኔን ታሳቢ በማድረግ ስከውን እውላለሁ። ስለዚህ የልደት ቀኔን በዚህ መልኩ ነው የማከብረው ማለት ነው

በየትኛው መተግበሪያ መልእክት ትልካለህ ነው? በዋናነት ሁለት መተግበሪያዎችን ነው የምትጠቀመው? አንደኛው ቴሌግራም መተግበሪያ ነው የምትጠቀመው መረጃ ለመቀበል ከሰዎችም ይሁን። መረጃ ለመላክ ወይም መረጃ ለመልእክት ለመለዋወጥ መልእክት ለመላክ የምንጠቀመው በዋናነት ቴሌግራም ነው። ከዛ በተጨማሪ ደግሞ ኢሜል በኢሜል አድሬስ አማካኝነት መልእክት ከሰዎችም እቀበላለሁ። ወደ ሰዎችም እልካለሁ የተለያየ ቦታ ላሉ ሰዎች ወይም ከተለያየ ቦታ ካሉ ሰዎች መልእክት ላላካለሁ ማለት ነው

ስጦታ መስጠት ትወዳለህ? ወይ አዎ በጣም ለምፈልጋቸው ሰዎች ስጦታ እሰጣለሁ። ለምሳሌ ጊዜዎችን ጠብቄ ለባለቤቴ ለልጆቼ በዓላትን ጠብቄ ሊሆን ይችላል ወይንም አንዳንድ ሁነቶችን ጠብቄ ስጦታ ለመስጠት እሞክራለሁ። ወይንም ስጦታ መስጠት እወዳለሁ። ሰዎችን የሚሰጡኝ ደስ ይለኛል። በነገራችን ላይ መቀበል መስጠት ብቻ ሳይሆን መቀበል እወዳለሁ። ስለዚህ ስጦታ መስጠት ትወዳለህ? አዎ መስጠት እወዳለሁ። ግን የምሰጠው ሰው በጣም ቅርብ ለሆነ ሰው ነው ማለት ነው

ምን አይነት ቦርሳ ትጠቀማለህ ነው? ብዙ ጊዜ በጀርባ የሚያዙ ቦርሳዎችን እመርጣለሁ በጀርባ ማለት በሁለቱም ትክሻዎቻችን ልንይዛቸው ምንጭ የላቸው ቦርሳዎችን ከኋላ የሚነገጡ። ቦርሳዎችን እንጂ በጎናችን የሚንጠለጥሉ ሳይሆን ከኋላም የምናነግታቸውን ከጀርባችን አድርገን የሚንሄዳቸውን ቦርሳዎች እጠቀማለሁ። ከዛ በተጨማሪ ከቆዳ ከቆዳ የተሰሩ ቦርሳዎች ለኔ ምርጫዎች ናቸው። በጥራትም በምንም ደረጃ የተሻሉ ስለሆኑ እንደዚህ አይነት ቦርሳዎችን እንደምትጠቀሙ

የምወደው የምትወደው መጽሐፍ ምንድነው? የምወደው መጽሐፍ በማስተምርበት ትምህርቱ ዙሪያ ህንድ ውስጥ የተጻፈ መጽሐፍ አለ። ሶይል ሜካኒክስ ኤንድ ፋውንዴሽን ኢንጂነሪንግ የሚባል መጽሐፍ እሱን እወዳለሁኝ። ወደ እኛ ሀገር ስንመጣ በዋናነት ደግሞ ወይ እንደመዝናኛም የምወደው ወይንም በደንብ ተጽፏል ብዬ የማስበው መጽሐፍ። ፍቅር እስከ በመቃብር የሚባል መጽሐፍ ነው ያለው በክቡር ዶክተር አርቲስት አዲስ አለማየሁ የተጻፈ መጽሐፍ አለ። እሱን መጽሐፍ በትልቁ እወደዋለሁ ማለት ነው

ግጭቶችን ማስተካከል ትችላለህ ወይ ነው? አዎ። ግጭቶችን ሰላማዊ በሆነ መንገድ ለማስተካከል ጥረት አደርጋለሁ በቤተሰብ መካከል የሚፈጠረውን ግጭት ሊሆን ይችላል። ወይንም ደግሞ በስራ ቦታ ባሉ ሰዎች መካከል የሚፈጠሩትን ግጭቶች ለማስተካከል ጥረት አደርጋለሁ። ሰላማዊ በሆነ ሁኔታ እንዲሁም ሳይፈጠሩ ገና ግጭቶችን ማስተካከሉንም ግጭቶች እንዳይፈጠሩ ለማድረግ እሞክራለሁ። ከተከሰቱ እንኳን ሰላማዊ በሆነ መንገድ ሁሉን በማያስቀይም ሁኔታ ግጭቶችን ለማስተካከል ጥረት አደርጋለሁ። ማለት ነው

ከቤት ስራ ምን ያህል ይርቃል ነው? ከቤቴ ስራዬ በጣም ብዙ ሩቅ አይደለም። ምናልባት ከ ሶስት ኪሎ ሜትር እስከ አራት ኪሎ ሜትር የሚደርስ ርቀት ላይ ነው ያለው። በሌሎች ከተማ አኳያ በጣም ቅርብ ነው ምናልባት እዚህ ከተማ ላይ ራቅ ያለ የስራ ቦታ ሊሆን ይችላል። ግን በጣም ቅርብ ነው። በጣም እንትን ካል ካልደከምን በስተቀር ሁሉ በእግር መጓዝ የምንችለው ነው። አይደለም አማራጭ ትራንስፖርት እያለ ስለዚህ ከቤቴ ስራ ቦታዬ ከሶስት ነጥብ አምስት ከአራት ኪሎ ሜትር ይርቃል ማለት ነው።

አዲስ ቴክኖሎጂ መማር ትወዳለህ ወይ? አዎ አዲስ ቴክኖሎጂዎች መማር በጣም ከሚፈልጉት ሰዎች መካከል ነኝ። ለምን አዲስ ቴክኖሎጂ ሲመጣ። ህይወታችን የሆነ ክፍል ማቅለል ነው አላማው ወይንም ዝም ብሎ ከመሬት ተነስቶ አይደለም ቴክኖሎጂ የሚሰራው ችግሮችን ለመፍታት ነው። ወይንም ደግሞ ህይወታችን ቀለል ለማድረግ ነው። ስለዚህ በተቻለ መጠን አዳዲስ ቴክኖሎጂዎች ሲመጡ። በተለያየ መንገድ ለመማር እፈልጋለሁ ወይንም መማር እወዳለሁ ማለት ነው። ስለዚህ አዲስ ቴክኖሎጂ መማር ትወዳለህ? አዎ በጣም በሰፊው መማር እወዳለሁ

ሰዎች በአይን ትመለከታለህ አዎ በአይን በደንብ የምመለከተው ለሚባል መጀመሪያ መቅረብ ያለበት ሰዎች ከሰዎች ጋር ያለን የአይን ለአይን ግንኙነት ነው። እሱን በትክክል ከከወንት ሌሎች ስራዎች ከዛ በኋላ ይመጣሉ ማለት ነው። ስለዚህ ሰዎችን በአይነት ትመለከታለህ? አዎ በአይን እመለከታለሁ። ለምን በአይንም መግባባት ስለሚቻል በአይንም ማውራት መነጋገር ስለሚቻል። በዋናነት ሰዎችን በአይን እመለከታለሁ ወይም በአይን ለመመልከት ጥረት አደርጋለሁ። ማለት

ቤተሰብ ምን ያህል ጊዜ ይሰባሰባሉ? ብዙ ጊዜ በቅርብ ቤተሰቦችም ስለሌሉ የበአል ጊዜ ነው የምንሰባሰበው በተለይ በሁለት በዓላቶች በጣም ብዙ ጊዜ እንሰበስባለን። የዘመን መለወጫና የፋሲካ ወይንም የትንሰኤ የሚባለው ባአሎች ላይ ብዙ ጊዜ ቤተሰብ ይሰባሰባል ቤተሰብ የጋራ ማዕድ ይቆርሳል። በቤተሰብ ደረጃ ሀሳቦችን የምንለዋወጥባቸው ጊዜዎች እና ምናልባት በአመት ውስጥ ሁለት ጋር የተያዙ ቀናቶች ነው የሚሆት ግን በመሃል ቀናቶቹ ረዘም ላሉ ቀናቶች አንድ ላይ የምናሳልፍበት ሁኔታ ይፈጠራል። ማለት ነው

በቤትህ ልዩ የሆነ መቀመጫ አለው ወይ ነው? አይ በተለየ መቀመጫ የለኝም የቤተሰቡ አባሎች ከሚጠቀሙበት ሌላ የተለየ የልዩ የሆነ መቀመጫ የለኝም። ግን ካሉት በቅምጫዎቹ ውስጥ የሚመቸኝን የተሻለውን ብዬ የማስበውን። እቤቴ ውስጥ ያልካሉት መቀበጫዎች ውስጥ እሱን እጠቀማለሁ እንጂ ለብቻዬ ተብሎ የተዘጋጀ የልዩ የሆነ መቀመጫ። ቤት ውስጥ የሚሆን ስራ ቦታ የለኝም ብዬ መናገር እችላለሁ

ነገሮችን በስርዓት ታስቀምጣለህ አዎ በስራአት ለማስቀመጥ ነው ጥረት የማደርገው። ነገሮችን በስራአት ሳስቀምጥ በቅደም ተከተል መቅደምና መዘግየት ያለበትን ሁለቱን ታሳቢ አድርጌ ነገሮችን በስርዓት ነው ለማስቀመጥ። ጥረት የማደርገው ወይንም የማስቀምጠው ማለት ነው። ነገሮችን በስርዓት ካስቀመጥን ደግሞ ወደ የተሻለ ነገር ማግኘት ስለሚቻል ማለት ነው።

መስመር ላይ ሙዚቃ ትሰማለህ? አዎ ሙዚቃ እሰማለሁ በተለይ በተለይ ቀደም ሲል እንዳልኳችሁ የትዝታ ሙዚቃዎችን በጣም በትልቁ ነው የምሰማ ስራም እየሰራሁ ቢሆን። በመስመር ላይ እሰማለሁ ከዛ ውጪ ደግሞ በመስመር ላይ የምሰማቸው ሙዚቃዎች አዳዲስ የሆኑ ሙዚቃዎች ይኖራሉ አዳዲስ ወይንም በቅርብ የወጡ ሙዚቃዎች ይኖራሉ። ስለዚህ ሰው ለማወቅም በተመሳሳይ መስመር ላይ የተወሰደ ረጅም ሙዚቃዎችን እሰማለሁ ማለት ነው።

የድርጅቱን ባህል ትወደዋለህ? አዎ የድርጅቱን ባህል እወደዋለሁ። ለምን? ድርጅቱ ያስቀመጣቸው የስራ ባሀሎች አሉ ወይም ሌሎች ባሀሎች አሉ እነዛዉን ስራውን የተሳለጠ ለማድረግ ሰላማዊ ስራ አካባቢ እንዲፈጠር እያደረጉ ስለሆኑ ድርጅቱን የስራ ባህልም ይሁን ሌሎች ባህሎችም በደንብ በትልቁን የምቀበለው እወደዋለሁ ብዬ መናገር እችላለሁ

የምትወደው ጣፋጭ ምግብ ምንድነው ነው የሚለው? ለኔ በጣም ጣፋጭ የምንለው ምግብ ምናልባት ሌላዎች ሰዎች ሳይቀበል ይችላሉ። እንጀራ በሽሮጥ እንጀራ በሽሮ ወጥ በጣም ለኔ ጣፋጭ አሁን ምግብ ነው። ሁሉ ቢበለውም ሊሰለችኝ የማይችል ምግብ ነው ስለዚህ። የጥያቄውን ጥያቄ ቀጥታ ለመመልስ ያክል የምትወደው ጣፋጭ ምግብ ምንድነው? እንጀራ በሽሮ ወጥ በዋናነት የምወደው አይነት የምግብ መርጫዬ ማለት ነው።

ምን ያህል ጊዜ ስብሰባ ታደርጋላችሁ ነው? በስራ ወጥ ደረጃ ቢበዛ ከሳምንት ሁለት ቀን ወይም ሶስት ቀን በጣም ለአጭር ጊዜዎች ያክል ነው ስብሰባ የምናደርገው። ቤት ውስጥ ደግሞ የመጣን ሰዓት። ምናልባት በሳምንት አንድ ጊዜ አንድ ጊዜ የምን መጥፎ ነገር አጋጥም ጥሩ ነገር አጋጠመን መልኩ ማስተካከል እንችላለን የሚሉትን ነገሮች ለማየት። ጊዜ የምናደርገው ስብሰባ። ቤት ውስጥ ከሆነ በሳምንት አንዴ ቢሮ ውስጥ ከሆነ በሳምንት ቢበዛ ከሶስት ጊዜ በላይ የማንሰበስብበት ሁኔታ ይኖራል ማለት ነው

በመስመር ላይ ትማራለህ እውነት ለመናገር አሁን ላይ በመስመር ላይ እየተማርኩ አይደለም ከዚህ በፊትም መማር እደሉ አላጋጠመኝም። ግን ወደፊት ብዙ ሀሳቦች አሉ በአካል የማናገኛቸው በመስመር ላይ የሚሰጥ የተለያዩ ፕሮግራሞች ስለሚኖሩ። እነሱን ፕሮግራሞች ከሰዎች ጋር በመጻጻፍ ከሰራ ቦታ የፍ ጋር በማግኘት በመምሰል በመስመር ላይ የተለያዩ አይነት ትምህርቶችን ለመማር እፈልጋለሁኝ። መማር መማር እፈልጋለሁ ወደፊት እያልኩኝ ነው ማለት ነው

በፍም ማብሰል እችላለሁ ወይ ነው የሚለው? አዎ በዋናነት በፍም በጣም ማብሰል እችላለሁ አንዴ በደንብ የተቀጣጠለ እሳት ውስጥ የወጣ ፍም ካለ። ያን ፍምህን ተጠቅሜ ቆንጆ ምግብ ወይንም ቆንጆ ማብሰል ማከናወን ይችላሉ። ስለዚህ የእሳቱ መኖር አለመኖር የእንጀቱ መኖር አለመኖር ብቻ ሳይሆን ፍህሙንን ብቻ ተጠቅመን ማብሰል የምንችልበት ወይንም በደንብ ማብሰል እንችላለን። ስለዚህ ማብሰል እያውቃለሁ ማለት ነው